እሺ እንደት አደራቹ ሰላም ሰላም አላቹ እግዚአብሔር ይመስገን ይሄ ድምጽ የሚሰማቹ ባለምዙሪያ ያላቹ የሰው ልጆች በሙሉ። ሰላም እግዚአብሔር ከሁላችን ጋር ይሁን በማለት የተከበረ ሰላምታዬን በድምጽ እያሰማው ማለት ነው። ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ የምትሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ምግብ ቤት ይላል። ዋው ደስ ይላል እለቱ አርብ ነው። በርግጥ እንግዲህ በዛሬው እለት ምግብ ያን ያህል አይታሰብም እንግዲህ እስከ ስድስት ሰዓት ጾም ስለሆነ። ዞሮ ዞሮ ምግብ ቤት ማለት ምን ማለት ነው? ምግብ ቤትስ ምን ምን አይነት አገልግሎት ነው የምናገኘው? የሚሉትንና ሌሎቹንም እንግዲህ በዚህ ጉዳይ እየተገናኙ ርዕሰ ጉዳዮችን እያነሳሁኝ በይቺ በአጭር ደቂቃ ውስጥ ማብራሪያ ወይም ትንታኔ የምንሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው። እንግዲህ ምግብ ቤት ስንል ምን ማለታችን ነው? የተለያዩ ሰዎች ማለት ነው የትኛውም አይነት ሰው ማለት ነው። እንግዲህ ገንዘብ ከፍለው አንድ የተዘጋጀን ምግብ በገንዘባቸው ገንዘብ በመክፈል ምግብ የሚመገቡበት ቦታ ወይም ደግሞ ተቋም ማለት ነው ምግብ ሊሆን ይችላል ወይም ደግሞ መጠጥ ሊሆን ይችላል ብቻ ግን ምንድነው? ለሚጠቀሙት ነገር ምግብም መጠጥም የተለያዩ የመጠጥ አይነት ይኖራሉ የተለያዩ የምግብ አይነቶች ይኖራሉ። እነዚያን ምግቦች ወይም መጠጦች እንደ ፍላጎታቸው በእነሱ ፍላጎት ላይ መሰረት በሆነ መልኩ ማለት ነው። እንግዲህ እዚያ ይሄንን ምግብ መስተንግዶ የሚያደርጉ። አካላት ወይም ደግሞ ይሄንን መስተንግዶ በሚያደርግ ተቋም ወይም ምግብ ቤቱ ማለት ነው ይገቡና። እንግዲህ እዚያ ውስጥ ማለት ነው እንደ አስፈላጊነቱ እንግዲህ ምንድነው ምግብ ቤት ሲባል ሜኑ የሚባል ነገር አለ። ሜኑ ማለት ምን ማለት ነው? የተለያዩ የምግብ አይነታቸውን እንግዲህ እንደ የምግብ አይነታቸውና አዘገጀ አዘገጃጀት ሂደታቸው ወይም ደግሞ እንደሚፈጁት የብር መጠን ማለት ነው። ምግቡን ለማዘጋጀት በሚወስደው የገንዘብ መጠን እንግዲህ ባለ ምግብ ቤቱ ማለት ነው። ወይም ደግሞ የዚያ ምግብ ቤት ማናጀር ማለት ነው ሂሳብ ይተምናል። ስለዚህ ለምሳሌ የትኛውንም አይነት ምግብ የትኛውንም አይነት ምግብ የሚገኝበት ቦታ የምግብ አይነቶችን በመጀመሪያ ዝርዝር ይጽፋል ከዚያ በኋላ ይሄን ዝርዝር ከጻፈ በኋላ ማለት ነው። ለእያንዳንዳቸው የምግብ አይነት ምግቡን የምግቡን ዋጋ ያስቀምጣል ማለት ነው። ስለዚህ ማንኛውም እንግዲህ እዚያ ምግብ ቤት እየገባ ምግቡንም መጠጡንም ምግብ ብቻ አይደለም መጠጥ ይኖራል። የተለያዩ እንግዲህ አልኮል የሆኑ መጠጦች ሊሆኑ ይችላሉ ወይም ደግሞ አልኮል ነክ የሌላቸው የመጠጥ አይነቶች ሊሆኑ ይችላሉ ዙሮ ዙሮ እነዚህን መጠጦች ማለት ነው። ምን ያደርጋል ማለት ነው ያ ሰው ዝርዝር ይሰጠዋል የምግብ ሜኑ ይባላል። ወይም ደግሞ የ የእያንዳንዳቸውን የምግብ አይነት በሚፈጁት ወይ የገንዘብ መጠን የሚገልጽ ሰነድ ነው ወይም ደግሞ ጽሁፍ ነው ማለት ነው። ያንን ጽሁፍ እንግዲህ ያነብና ከእሱ ፍላጎት ጋር አብሮ የሚሄደውን ምግብና እንደዚሁም ደግሞ ኪሱን በማይነካ መልኩ ማለትም ተመጣጣኝ የሆነ ክፍያ ያለውን ምግብ ይመርጥና ይሄንን ምግብ ብሎ ያዝዛል ማለት ነው። ስለዚህ እንግዲህ በሰውየው ፍላጎት ላይ መሰረት በጣለ መልኩ ነው እንግዲህ መስተንግዶ የሚካሄደው። ከዛ በኋላ አስተናጋጅ አለ ለዚህ አስተናጋጅ ይህንን ምግብ በዚህ መልኩ አዘጋጅተሽ አቅርቢልኝ ይላል። ከዛ በኋላችሁ ምግብ አስተናጋጇ ቴድና ደግሞ ምግብ የሚያዘጋጀውን ክፍል ይሄንን ምግብ በዚህ መጠን በዚህ ቁጥር ብላ ምናልባትም ከአንድ በላይ እንግዲህ ብዙ ሰዎች ሊሆኑ ይችላሉ እዚያ ምግብ ቤት የሚጠቀሙት በአንድ ላይ ዙሮ እንግዲህ አንድም ሊሆን ይችላል ሁለትም ሰው ሊሆኑ ይችላሉ ወይም ከዚያ በላይ ሊሆኑ ይችላሉ። ከዚያ በኋላ እንግዲህ ይሄንን የብር መጠን መሰረት አድርጎ ምግቡ ይዘጋጃል። ከዚህ በኋላ እንግዲህ ወንበራቸው ላይ ዘና ብለው ቁጭ ብለው የሚያስፈልጋቸውን ነገር መጠጥም ምግብም እየተጠቀሙ እረፍት አግኝተው ከዛ በኋላ ለተጠቀሙበት ምግብም ወይም ደግሞ መጠጥ ማለት ነው። ተገቢ የሆነውን ክፍያ ይፈጽሙና እንግዲህ ወደ ተለመደው የስራ ተግባራቸው የሚሄዱ ይሆናል ማለት ነው። ምናልባትም እንግዲህ ከሩቅ ቦታ የመጡ ሰዎች ከሆኑ። እንግዲህ ምግብ ቤት ሲባል እዚሁ ጎን ለጎን ማለት ነው። የግድ ምን ይኖራል ማለት ነው አልጋ ይኖራል ማለት ነው። ማለትም ከሩቅ ቦታ የመጡ እንግዶች የሚያርፉበት ወይም ደግሞ እንግዲህ እንቅልፍ ተ ጋደም ብለው ተኝተው የሚያድሩበት እንግዲህ በገንዘብ ነው። ያም እንደየ አልጋው ጥራት ይለያያል። ማለትም አልጋው እንግዲህ ከትንሽ እስከ ትልቅ ብዙ ነገሮችን አሁን አንድ አልጋ አንድ አልጋ ቤት ሲባል። ብዙ ነገሮችን ይይዛል ቴሌቪዥን ያለው ሊሆን ይችላል እንደዚሁም ደግሞ የተለያዩ በቃ የ ለቤት እንደው ቤቱ ራሱ የተሰራበት ሴራሚክ ሊሆን ይችላል። አንዳንዶቹ ደግሞ ዝም ብሎ በሊሾ ብቻ ሊሆኑ ይችላሉ ዙሮ ዙሮ እንደ ቤቱ ጥራት ማለት ነው። አልጋ ይከራዩና እንግዲህ ለአንድ ቀን ሊሆን ይችላሉ ወይም ደግሞ እንግዲህ እስከሚፈልጉት ጊዜ ድረስ። እዚህ ጋር እዚያው እያደሩ እዚሁ ይሄንን የምኝታ አገልግሎትንም እንደዚሁም የምግብ አገልግሎትንም በተመሳሳይ ጊዜ ማግኘት ይችላሉ ማለት ነው። ከምግብ ቤት ስለዚህ ምግብ ቤት ትልቅ

ሰላም እንዴት አደራችሁ የከበረ ሰላምታዬን በድምጽ እያሰማሁ እንግዲህ ቃለመጠየቂያን በድምጽ አሰምቼ ካነበብኩ ኋላ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ? ዋጋው ስንት ነው ይላል እንግዲህ ዋጋው ስንት ነው? እንግዲህ ይሄንን ቃል እንዲሁ ስንረዳው ምን ማለት ነው? በአእምሮአችን ላይ የሚመጣው ሶስት ነገሮች በአእምሮአችን ማሰብ ግድ ይለናል ማለት ነው። ያ ማለት ምንድነው? ዋጋው ስንት ነው ሲባል አንድ ሊሸጥ የተቀመጠ ነገር ወይም ደግሞ ሊሸጥ ሱቅ ላይ ሊሆን ይችላል ወይም ደግሞ ገበያ ላይ የመጣ እቃ የትኛውም አይነት እቃ አለ ማለት ነው። ከዛ ደግሞ ሻጭና ገዢ ያው ተገናኝተዋል ማለት ነው። ስለዚህ እንግዲህ ያንን እቃ ገዢው ማለት ነው ለሆነ አላማው ፈልጎት ሊሆን ይችላል የሆነ ጉዳይ ሊያስፈጽምበት ወይም ሊፈጽምበት ማለት ነው። ስለዚህ የዚያን የእቃውን ባለቤት ወይም ደግሞ የንብረቱን ባለቤት በገንዘብ እንግዲህ ለውጦ ሊገዛው ነውና ምን ይለዋል ማለት ነው። ይሄ እቃ ወይም ይሄ ማቴሪያል ምን ያክል ገንዘብ እንደሚያወጣ? በምን ያህል ገንዘብ ሊሸጥልኝ እንደሚችል ብሎ የመጠየቂያ ቃለ መጠየቅ ይሆናል ማለት ነው። ያ ማለት ምን ማለት ነው? አንድን እቃ ወይም አገልግሎት ለመግዛት የሚጠየቀውን የገንዘብ መጠን ለማወቅ ማለት ነው የሚጠየቅ ቃለመጠየቅ ነው ማለት ነው። ስለዚህ ይሄ ብዙ ጊዜ እንግዲህ ንግድ ላይ ነው። በንግድ ስራ ዘርፍ ላይ ያሉ ሰዎች ናቸው እንግዲህ። አንድ ሱቅ ላይ ሄደና ይሄ ምናልባት እንግዲህ በኪሎ ሊሸጥ ይችላል ወይም ደግሞ በቁጥር ሊሆን ይችላል። ወይም ብቻ በየትኛውም የመለኪያ አሃድ የሚሸጥ ነገር ነው። ስለዚህ ለምሳሌ ቡና በኪሎ ስንት ነው ብዬ ልጠይቅ እችላለሁ ማለት ነው። ቡና በኪሎ ዋጋው ስንት ነው ብዬ ልጠይቅ እችላለሁ ማለት ነው። ወይም ደግሞ ከብት ገብያ ሄጄ የዚህ በሬ ዋጋ ስንት ነው ብዬ ልጠይቅ እችላለሁ ማለት ነው። ወይም በሌላ አገላለጽ ማለት ነው። ለምሳሌ እንግዲህ ሽንኩርት ልገዛ ከፈለኩኝ ሽንኩርት በኪሎ ዋጋው ስንት ነው ብዬ ልጠይቅ እችላለሁ ማለት ነው። ስለዚህ ምንድነው? ቃለመጠየቁ የቃለ መጠይቁ ጽንሰ ሀሳብ የሚያጠነጥነው የምንገዛው ነገር በምን የምን ያህል ገንዘብ ሊያወጣ እንደሚችል ልናውቅ የምንችልበት ቃለመጠይቅ ነው ማለት ነው። ስለዚህ ለምሳሌ አሁን ሌላ ለየት ያሉ ምሳሌዎችን አሁን ባነሳ ለምሳሌ አሁን ጫማ እንግዲህ ልናሰፋ እንችላለን ወይም ደግሞ ሱሪ ልናሰፋ እንችላለን ወይም ደግሞ ጫማ ልናስቀባ እንችላለን። ስለዚህ ጫማ ስናስቀባ ኦኬ ጫማ መቀባት ዋጋው ስንት ነው? ልንል እንችላለን ያ ማለት እንግዲህ። እንደሚታወቀው ከአስር ብር እስከ አርባ ብር እስከ አሞሳ ብር ባለው ይሆናል ዙሮ ምንድነው? የአንድን ነገር አንድ ነገር ስራ ሲሰራ ለዚያ ለተሰራ ስራ የሚከፈለው ክፍያ ምን ያክል ነው የሚለውን ያጠይቃል ማለት ነው። በዚህ በሌላ አገላለጽ ማለት ነው። ለምሳሌ ደግሞ አሁንም ተዚ ለየት ባለ መልኩ ዋጋው ስንት ነው የሚለውን በሌላ መልክ ስናየው ምን ይሆናል? ማለት ነው። ለምሳሌ አንድ የቀን ሰራተኛ ምናልባት እንግዲህ እንደየስራ አይነቱ የሚከፈለው ዋጋም በዚያ ልክ ስለሚለያይ ማለት ነው። ሰዎች እንግዲህ አንደኛውን ከሌላኛው በትክክል ሀሳቡን ለይቶ ማወቅ ግድ ስለሚላቸው ስራ ሲያሰሩ ማለት ነው። ለምሳሌ ጭቃ የሚያቦካ ሰው እና እንደዚሁም ደግሞ ግንባታ የሚገነባ ባለሙያ እንዲሁም ደግሞ ምናልባትም ዝም ብሎ አፈር የሚቆፍር የውሃ ጉድጓድ ሊሆን ይችላል የውሃ ጉድጓድ ለማውጣት ይህን መሬቱን እንግዲህ የሚቆፍር ባለሙያ ራሱን የቻለ ይኖራል። ስለዚህ አሁን የተለያዩ ሙያዎች ናቸው። እነዚህ ስናያቸው ስለዚህ በእነዚህ በተለያዩ ሙያዎች ደግሞ የሚወጣው የጉልበት መጠንም በዚሁ ልክ እንግዲህ ነገሩን ቀላልና ከባድ ያደረገዋል። ስለዚህ የትኛውም ባለሙያ ማለት ነው። በየትኛውም ቀን ቢሆን በተመሳሳይ ቀን የትኛውም ባለሙያ እኩል የዋጋ ልውውጥ አይኖረውም። ስለዚህ ለምሳሌ ምንድነው ጉድጓድ የሚቆፍር ሰው ዋጋው በቀን ስንት ነው? ተብሎ ይጠየቅ ይችላል ዋጋው በስንት ነው በቀን ማለት ነው። ስለዚህ እዚህ ላይ አሁን እንግዲህ ጉድጓድ የሚቆፍርና ጭቃ የሚያቦካ ወይም ደግሞ እንግዲህ ግንበኛ ባለሙያ ይሆናል የተለያዩ እነዚህ ሰዎች ማለት ነው። እንግዲህ እንደ ስራው ክብደት እና ቅለት በቀን የሚውሉበት የብር መጠንም በዚሁ ልክ አብሮ ሊጨምርና ሊቀንስ ይችላል ማለት ነው። ማለትም ስራው ምን ያህል ስራው በጣም ከባድ እና አስቸጋሪ ስራውን ለመስራት አስቸጋሪ በሆነ ቁጥር የሚከፈለው የብር መጠንም በቀን ዋጋው ማለት ነው። ወይም የቀን አበሉ ይጨምራል ማለት ነው። እንደዚሁም ደግሞ ከስራው ቀለል ባለ መልኩ የሚሰራ ከሆነ ምናልባትም እንግዲህ በአንጻራዊነት ማለት ነው የቀን ዋጋው የባለሙያው የቀን ዋጋ እንግዲህ ቀነስ ሊል ይችላል ማለት ነው። እና ዝሮ ዝሮ ምንድነው? ዋጋው ስንል አንድም የሆነ ነገር የሚሸጥበትን የሚያጠይቅ ቃል ነው። ሁለቱም ደግሞ በሌላ አገላለጽ አንድ ስራ ሲሰራ ለዚያ ስራ የሚከፈለው ክፍያ በቀን ወይም ደግሞ በሰአት ሊሆን ይችላል። ስንት ነው ብሎ የመጠየቂያ ቃለ መጠየቅ

እሺ በመጀመሪያ ደረጃ የከበረና ጥልቅ የሆነ የሰላምታ ድምፄን እንግዲህ በአለም ዙሪያ ላላቸው የሰው ልጆች በሙሉ። ሰላም እንዴት አላችሁ ብዬ ሰላም እግዚአብሔርን እያቀረብኩኝ በመቀጠል ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ቃለመጠይቁ እህት ይላል እንግዲህ እህት ስንል ምን ማለት ነው? የአንድ ሰው ከእናትና ከአባቱ የተወለዱ ማለትም በጾታ ሴት የሆነች ነገር ግን የስጋ ትስስር ወይም ደግሞ የደም ግንኙነት የደም ትስስር ያላቸው ወይም የስጋ ትስስር ያላቸው እህት እህት ማለት ነው። ማለት ከአንድ ወላጅ የምትገኝ በጾታዎ ሴት የሆነች ሰው ማለት ነው። ወይም ደግሞ በሌላ አገላለጽ እህት ማለት ከአንድ አባትና እናት ወይም ከአንድ ወላጅ የተወለደች የሴት ሴት የሆነች በጾቷ ማለት ነው። የቤተሰብ አባል ናት ማለት ነው ይህም ማለት ለምሳሌ እንግዲህ የኔ እናትና አባት ማለት ወላጆች አሉ እነዚህ ወላጆቹ ወላጆቼ። ምንድነው? ወንድ ልጅ ሊወልዱ ይችላሉ ወንድ ልጅ ሲሆን ወንድም ይባላል። እንግዲህ በጾታ ሴት የሆነች እንግዲህ እህት ሴት ልጅ ተወለዱልኝ ያቺ ለኔ ምንድን ናት ማለት ነው እህት ናት ማለት ነው። ስለዚህ እህት ስንል ምንድነው? እንደኔ ሁሉ ከተመሳሳይ እናትና አባት ምናልባትም እናቷ ሌላ ልትሆን ትችላለች ወይም አባቷ ሌላ ሊሆን ይችላል ምናልባት የከፊል በከፊል እህት ማለት ነው። ዙሮ ግን ይቺ ሙሉ እህት ናት ሙሉ በሙሉ እህት ስለሆነች ከአንድ እናትና አባት የተወለደች። እንደዚሁ በደም እና በስጋ ከእኔ ጋራ የተሳሰረች ማለትም ከአንድ ከተመሳሳይ እናትና አባት ስለተወለድን ማለት ነው። ምናልባትም እንግዲህ አንዳንዴ ምንድነው የሚባለው? እናቴ ለምሳሌ ከሌላ ሌላ ወንድ አግብታ ከእሱ ሴት ልጅ ወልዳ ከዚያ ደግሞ እንደገና ከእኔ አባት ጋር ትጋባና ስለዚህ ይቺ እህቴ ተጋብታ እኔን ስትወልድ ማለት ነው። እናቴ ስለዚህ ይቺ እህት የምትባለዋ ማለት ነው ለኔ በእናቴ በኩል ነው እህት የምትሆን በአባቴ በኩል እህት ልትሆነኝ አትችልም። ዝሮ ዝሮ ግን ምንድነው በዚህም መንገድ ቢሆን ልጅቷ ምንድን ናት ለኔ ማለት ነው እህት ናት ማለት ነው። ወይም ደግሞ በሌላ መልኩ ለምሳሌ አሁን የኔ አባት ማለት ነው ሌላ ሴት አግብቶ ሴት ልጅ ወልዷል ከዚያ በኋላ እንግዲህ ከዚች ሴትዮ ጋር በአንድም በሌላም እንግዲህ ተፈጥሮአዊ ምክንያት ተፈጥሮአዊ ችግር ሊሆን ይችላል። ወይም ደግሞ እንደዚሁ በጸባይ በባህሪ ባለመመጣጠን ምክንያት ምናልባትም እንግዲህ ሚስቱን ሊፈታት ይችላል ሊለያዩ ይችላሉ ከተለያዩ በኋላ እንደገና መልሶ ሌላ ሴት ሊያገባ ይችላል ማለት ነው። ስለዚህ ሌላ ሴት ያገባና ለምሳሌ እኔን ወለደ ከዛ በኋላ በፊት የወለዳት ያቺ ሴት ልጅ ለኔ አሁን በአባቴ በኩል እህት ናት ማለት ነው። በእናቴ በኩል ግን አትዘመደኝም ማለት ነው። ስለዚህ በተለይ እህት ስንል እንግዲህ በተለያየ እይታ ማየት ያው ግድ ይለናል ማለት ነው። አንድም በሁለቱም ወላጆቼ በኩል አብራ ከኔ ጋር እኩል የሆነ ዝምድና ይኖራታል ማለት ነው። እህት ስንል ወይም ደግሞ በግማሽ ፐርሰንት ብቻ ማለትም ሃምሳ ፐርሰንት ብቻ ለኔ እህት ትሆናለች ማለት ነው። አምሳ ፐርሰንት ለኔ እህት ናት ማለት ወይ በአባቴ ወይም ደግሞ በእናቴ በኩል ብቻ እህትነቷ ለኔ እህትነቷ ለኔ ወይ በእናቷ ወይ በአባቷ በኩል ብቻ በአንድላቱ እህት የማትሆንበት መንገድ የሚሆንበት ያው ቅድም የሰጠሁት ማብራሪያ በዚያ ልክ ሀሳቡን ግልጽ ስለሚያደርገው። እዚያ ጋር እጨርሳለሁኝ እና ምንድነው? በሃምሳ ፐርሰንት ማለት በግማሽ ፐርሰንት ለኔ እህት ትሆናለች ማለት ነው። ሙሉ በሙሉ መቶ ፐርሰንት ለኔ እህት ናት ብዬ ልገልፃት ወይም ደግሞ ልናገረው የምችለው እንግዲህ ይቺን ሴት በጾቷ ሴት የሆነችዋ ልጅ ማለት ነው። ምንድነው እኔ ከእናቴም ከአባቴም አብራ እንደኔ የተወለደች ከሆነች ብቻ ይሆናል ማለት ነው። ከዚህ ውጪ ግን በእናቴ በኩል ተወልዳ አባቴ ያልወለዳት ከሆነች እንደዚሁም ደግሞ ወይ በአባቴ በኩል ብቻ ከሌላ እናት ተወልዳ በእናቴ በኩል ደግሞ ያልተወለደች ከሆነች ቅድም በሰጠሁት ማብራሪያ ልክ ማለት ነው ይቺ ልጅ ለኔ በሃምሳ ፐርሰንት ትሆነኛለች ማለት ነው። ነገር ግን ሃምሳ ፐርሰንት ያው የኔ የእህትነት ዝምድና የላትም ማለት ነው። ዝሮ ዝሮ ግን ሁለቱም አገላለጽ ቢሆን ምንድነው? እህት እህት ናት ምክንያቱም በአንድም በሌላም ወይ ከእናቴ ወይ በአባቴ በኩል የስጋ ወይም ደግሞ የደም ትስስር ስላለብን ያው እህትነቱ አይፋቅም ማለት ነው። እሷም ደግሞ ለኔ እኔ ለሷ ወንድሟ ነኝ እሷ ደግሞ ለኔ እህቷ እህቴ ትሆናለች ማለት ነው። እና እህት ሲል ልክ በዚህ እይታ ወይም ደግሞ በዚህ አንግል ነገሮችን መረዳት እና ወይም ደግሞ መረዳት እና ማያገናዘብ ያው ተገቢ ነው ብዬ አስባለሁኝ። እንግዲህ ደቂቃው ስላለቀብኝ አመሰግናለሁ ሰላም ቸር ይግጠመን

ሰላም ሰላም እንዴት አላችሁ የተከበራችሁ ይሄ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች። ሰላም እግዚአብሔር ከሁላችን ጋር ይሁን ብዬ መልካም ምኞቴን እየገለጽኩኝ የተጠየቁትን ቃለመጠየቅ እንግዲህ በድምጽ። የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃል መጠየቁ። ጠማኝ ይላል። እንግዲህ ጠማኝ የሚለውን ቃል እንዲሁ ስናየው ምን ማለት ነው? አንድ ሰው የውሃ ፍላጎት ያደረበት መሆን ማለት እንግዲህ። እንደሚታወቀው የሰው ልጅ እንግዲህ ተክለ ቁመናው ማለት ነው ስድሳ አምስት ፐርሰንት የሚሆነው የሰውነት ክፍሉ። ከውሃ ነው የተገነባው ተብሎ እንግዲህ ይታመናል። ስለዚህ ይሄ ስለ የሰው ልጅ ደግሞ ስድሳ አምስት ፐርሰንቱ ውሃማ የሆነ ክፍል ከሆነ። ምንድነው እንግዲህ እውሃ በየሰአቱ እንግዲህ? ውሃ ያስፈልገዋል ማለት ነው። አንድም ውሃ ለምግብ እንሽርሽሪት የምግብ እንሽርሽሪትን ስለሚያፋጥን። ሁለትም ደግሞ የተለያዩ የሰውነት ክፍሎቻችንን በምንጠጣው ውሃ አማካኝነት እያጠበ ስለሚያጸዳልን እንግዲህ የግል ንጽህናችን ውስጥ ያሉ የተለያዩ የሰውነት ክፍሎቻችን በምንጠጣው ውሃ በጣም እየጸዱ ንጹህ ስለሚደረግ ስለሚሆኑ። ምንድነው? እንግዲህ ለዚያ ሁሉ የተለያዩ ለሰውነት ክፍሎቻችን ውሃ እንግዲህ በጣም ያስፈልጋል ማለት ነው። ማለት ስድሳ አምስት ፐርሰንቱ ነው የሰውነት ክፍላችን ስድሳ አምስት ፐርሰንቱ ውሃ ነው ከተባለ። የዚህ ለተለያዩ የሰውነት ክፍሎቻችን እንግዲህ ውሃ በጣም እጅግ በጣም አስፈላጊና መሰረታዊ የሆነ በህይወት እንድንቆይ መሰረታዊ የሆነ ፍላጎት ነው ማለት ነው። ስለዚህ እነዚህ ሁሉ የተለያዩ የሰውነት ክፍሎቻችን እንግዲህ በትክክል ስራቸውን እንዲሰሩ። ወይም ደግሞ እያንዳንዱን አላማቸውን እንግዲህ ምናልባት ልብም እንደ ልብነቱ ደምን በደንብ እንዲረጭና እንዲቀበል ሳምባም እንግዲህ በተፈለገው መጠን ስራውን እንዲሰራ። እንደዚሁም ጨንጓራ ምግብ የማላም ልመቱን እንዲሰራ ኩላሊት በዋናነት ደግሞ ኩላሊት እንግዲህ ቆሻሻን የሚያጸዳ ስለሆነ። ይሄ ደግሞ እንግዲህ ትልቁ የሰውነት ክፍላችን ስለሆነ። ምንድነው? ኩላሊታችን እንዳይቆሽሽ ንጹህ ውሃ ያስፈልገዋል ማለት ነው። በትክክል እንግዲህ ነገሮችን የማጣላት ስራውን በትክክል እንዲሰራ ማለት ነው። ይሄ ኩላሊታችንን በደንብ ንጹህ መሆን አለበት ንጹህ ለመሆን ደግሞ እንግዲህ የተጣራ ንጹህ ውሃ ያስፈልገዋል ማለት ነው። ስለዚህ እነዚህ የተለያዩ የሰውነት ክፍሎቻችን ሁሉ። ቀጭን አንጀት ጨንጓራ እያልነ የትኛውንም የሰውነት ክፍሎቻችንን ስንጠራ እነዚህ ሁሉ እንግዲህ በትክክል እንግዲህ ስራቸውን በትክክል የሰሩት ዘንድ ምንድነው? ውሃ ያስፈልጋቸዋል ማለት ነው። ስለዚህ ውሃ ጠማኝ ስል እነዚህ የተለያዩ ሰውነት ክፍሎች የውሃ ፍላጎት ወይም ደግሞ የውሃ ጥማት አደረባቸው የውሃ ፍላጎታቸው ጨመረ እያልን ነው ማለት ነው። ምናልባትም እንግዲህ የኳ ፍላጎታችን የሚጨምር ወይም የውሃ የምንጠማው በተለያዩ ምክንያቶች ሊሆን ይችላል። አንድም። ቅድም በገለጽኩት መልክ የተለያዩ የሰውነት ክፍሎቻችን በትክክል ስራቸውን እንዲሰሩ ውሃ ስለሚያስፈልጋቸው ሊሆን ይችላል። ሁለቱም ደግሞ ምናልባት እንግዲህ ያለንበት አካባቢ በጣም ሙቀት ከሆነ እንግዲህ። በሰውነታችን ውስጥ ያለው ውሃጨማለት ነው። በላብ መልክ እንግዲህ በሰውነቶች ያው በቆዳችን ቀዳዳዎች እየፈሰሰ ወደ ውጭ ይወጣና ያንን የሚተካ ሌላ ተጨማሪ ውሃ ያስፈልገናል ማለት ነው። ስለዚህ በጣም ሞቃታማ አካባቢ ላይ ስንሆን የውሃ ጥም ፍላጎታችን በጣም ይጨምራል ማለት ነው። እና ውሃ ጠማኝ። ጠማኝ ስንል ውሃ ጠማኝ። የሚለውን እንግዲህ የውሃ ፍላጎታችን በዚሁ ልክ አብሮ መጨመሩን ነው የሚያጠይቅ ማለት ነው። እና እንደ እንግዲህ ውሃ ጠማኝ ተብሎ ሲጠየቅ እንግዲህ መልስ ሊሆን የሚችለው ማለት ነው። ውሃ መጠጣት ይሆናል ማለት ነው። እንግዲህ ንጹህ ውሃ ንጹህ እውሃ ጠመኝ ንጹህ እውሃ እጠጣለሁ ማለት ነው። እና ጠማኝ በሚለው ሀሳብ ወይም ደግሞ ቃለ መጠይቅ ላይ እንግዲህ ትንታኔው በዚህ ልክ ነው። ምናልባትም እንግዲህ አንዳንድ አረፍተ ነገሮችን እየሰራና በዚያ ላይ ደግሞ የተወሰነ ማብራሪያ እናደርጋለን ማለት ነው። ለምሳሌ። አለሙ እጅግ በጣም ከባድ ስራ ከመስራቱ የተነሳ ውሃ ጠማኝ አለ ይላል። ወይም ደግሞ። ለምሳሌ። በረሃ ላይ እንግዲህ በጣም ሞቀታማ በሆነ አካባቢ ላይ የእንግዲህ የሚንቀሳቀስ ሰው ማለት ነው የውሃ የውሃ ጥሙ እጅግ በጣም ከባድ ነው ያ ማለትም ከሙቀቱ አንፃር። በአንጻራዊነት ደጋ ቀዝቃዛማ የአየር ንብረት ከሚኖር ሰው ይልቅ ወደ ሞቃታማው የአየር ንብረት ላይ። የሚኖር ሰው በውሃ ጥም የመጠቃቱ ወይም ደግሞ የውሃ ጥም ፍላጎቱ በጣም ከፍተኛ የሚሆነው ወደ በረሃው ያለነው ያም ለምንድነው? በረሃ ላይ እንግዲህ ወደ በረሃ አካባቢ ሙቀቱ ስለሚጨምር የሚጠጣው ውሃ ሁሉ በቀጥታ በላብ መልክ በሰውነት በቆዳው በቆዳዎቹ ቀዳዳ እየፈሰሰ ስለሚወጣ። ያንን ለመተካት እንግዲህ ውሃ ያስፈልገዋል ማለት ነው። ስለዚህ ውሃ ጠማኝ ሲል። በዚህ ልክ የተለያዩ የሰውነት ክፍሎቻችን ውሃ የውሃ ፍላጎታቸው እንደጨመረ ለመጠየቅ የተነገረ። ቃለ መጠየ

እሺ አመሰግናለሁ እንግዲህ እንደሚታወቀው በመጀመሪያ ደረጃ ካለመጠየቁን አንብቤ ለቃለ መጠየቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ እንሄዳለን። አንድ ይላል። አንድ። አንድ የሚለውን ቃል እንዲሁ ስናየው እንግዲህ አንድም መቁጠሪያ ቁጥር ነው አንድ ስንል የመቁጠሪያ ቁጥሮች የመጀመሪያ ቁጥር ይሆናል ማለት ነው። ምክንያቱም አንድ ሁለት ብለን ሁሌም ቢሆን መቁጠሪያ ቁጥር ስንጀምር ከአንድ ነው። ስለዚህ የመጨረሻትን የመጀመሪያ መቁጠሪያ ቁጥር ስንል ቁጥር አንድ ትሆናለች ማለት ነው። ስለዚህ አንድ እንግዲህ በጣም እንደው ታአምረኛ የሆነች ቁጥር ናት ያ ማለትን ማለት ነው። ይሄንን ተአምረኛ ያልኩበት ምክንያት ብዙ ጊዜ እንግዲህ አንድ የምትለዋ ቃል ብዙ ጊዜ ሲነገር ይሰማል። ለምሳሌ አንድ ልብ እንሁን ይባላል። እንግዲህ አንድ ልብ እንሁን ሲባል ምን ማለት ነው? የተለያዩ ሰዎች እንግዲህ በተወሰነ ርዕሰ ጉዳይ ላይ ውይይት ሲያደርጉ ይቆያሉ ከዚያ በኋላ ውይይት ያደርጉና። ምናልባትም እንግዲህ በሀሳብ አንደኛው ሌላ ሌላኛው ደግሞ ሌላ እያሉ እንግዲህ በተወያዩበት ርዕሰ ጉዳይ ላይ አንድ ሀሳብ ላይም ወይም ደግሞ አንድ ውሳኔ ላይ መድረስ ያቅታቸዋል ማለት ነው። ስለዚህ በዚህ ሰዓት ምንድነው? ምናልባትም ይሄን ፕሮግራም የሚመራው አካል ማለት ነው ምን ብሎ ሊጠይቅ ይችላል ማለት ነው። አንድ እንሁን ብሎ ምክር ይሰጣል ማለት ነው። ያ ማለት ምንድነው? አንለያይ አንድ ላይ ሀሳባችን አንድ እንሁን አንድ ልብ እንሁን ሲል። በዚህ ሀሳብ ላይ ልዩነት አንፍጠር አንድ እንሁን እያለ ነው ማለት ነው። ወጥ የሆነ ሀሳብ ይኑረን እያለ ነው ማለት ነው። ለምሳሌ አንድ ናቸው ከተባለ ሁለቱ እንደ አንድ በቃ ሁለቱ በአንድ ነው የሚናበቡ እንደ አንድ ነው እሚያስቡ እንደ አንድ ነው እሚናገሩ እንደ በቃ ሁሉ ነገራቸው የሚለያይበት ምንም አይነት ነገር የለም እያለ ነው ማለት ነው። ስለዚህ አንድ ስንል ፍጹም የሆነ ጥምረትን የሰዎች ማለት ሰዎቹ በሀሳብ ደረጃ መግባባት መቻላቸውን አንድ ላይ መጣመር መቻላቸውን ለምሳሌ። ባልና ሚስት አንድ ለአንድ አካል ናቸው ይባላል። አሁን ባልና ሚስት አንድ አካል ናቸው ሲባል ምን ማለት ነው? እንግዲህ ባልና ባልየውና ሚስትየዋ በአንድ ላይ ተለትመው አንድ አካል ሆነው አይደለም። ያ ማለት ምን ማለት ነው? ሴትየዋና የሴትየዋ ሀሳብና የወንድየዋ ሀሳብ ሁሌም ቢሆን እንደ አንድ ነው ተናበው በቃ የስራ ሂደታቸው ስለቤት አስተሳሰባቸው ሁሉ ነገር እንግዲህ ቤታቸውን ለመምራት የሚያስቡት እንደ አንድ ልብ ነው። እሱ የሚያስበውን እሱ እሱ ላይ ያለውን ነገር ሁሉ እሷም ታውቃለች ድብቅነት የለም። በእሷና በእሱ መካከል የሀሳብ ልዩነት መኖር የለበትም ለማለት ነው። አሁን ባልና ሚስት አንድ ልብ አንድ ልብ መሆን አለባቸው ሲባል እንግዲህ ምንድነው? በሁለታችሁ መካከል ምንም አይነት የሀሳብ ልዩነት መፈጠር የለበትም በየትኛውም አጋጣሚ ቢሆን ሀሳባችሁ ውሳኔያችሁ ሁሉ በአንድ ውሳኔ ነው መመራት ያለባችሁ ለማለት ነው። ምን አልባትም እንኳ አለመግባባት በሀሳብ የመለያየት ነገር ቢኖርም እንኳን ያንን የሀሳብ ልዩነት በቀጥታ ምንድነው ማንም ሰው ሳይሰማ ቤታቸው ቁጭ ብለው። እሚጠቅመውንና የሚጎደውን በግልጽ ተወያይተው ከዚያ በኋላ በሚጠቅመው ነገር ላይ ሁለቱም ተስማምተው አንድ ወጥ የሆነ እንግዲህ አንድ ሀሳብ መሆን አለበት። እነደ አንድ ሀሳብ እንደ አንድ ልበ ተናጋሪ። እንደ አንድ ልብ አሳቢ እንደ አንድ ቃል ተናጋሪ ይባላል። እንደው ስለዚህ ልክ እንደ አንድ ሰው ይሆናሉ ማለት ነው። ያም ማለት ምንድነው? እሱ የሚያስበውን እሷም ታስባለች እሱ የሚሰራውን እሷም ትሰራለች ለቤቱ ምን ያክል እሱ እንደሚጨነቅ እሷም ደግሞ ለቤቱ በዚያው ልክ ትጨነቃለች ማለት ነው። ስለቤታቸው ደህንነት ስለ ልጆቻቸው እድገት ስለ ልጆቻቸው እንክብካቤ። ለአንድ ሰው ብቻ ወይም ለሷ ወይም ለሱ ብቻ የተሰጠ ሀላፊነት ሳይሆን ሁላቸውም ቢሆን እኩል የሆነ ሀላፊነት እንዳለባቸውና ያንን ሀላፊነት ደግሞ በትክክል ተግባራዊ በማድረግ መወጣት እንዲችሉ የሚያጠይቅ ቃል ነው ማለት ነው። ስለዚህ አንድ ስንል በዚህ ልክ እንደው በዋናነት እንደው መረዳት መቻል አለብን ብዬ እኔ በግል አምናለሁኝ ነው። ስለዚህ አንድ ስንል የማይነጣጠሉ ወይም ደግሞ በቃ ተመሳሳይነት ያላቸው ነገሮች እያልን ነው ማለት ነው። እነዚህን ነገሮች ለምሳሌ አበበና አየለ እሚባሉ ሁለት የተለያዩ ሰዎች እንግዲህ ምናልባት በባህሪያቸው ሊሆን ይችላል ወይም ደግሞ እንግዲህ በተክለ ቁመናቸው ሊሆን ይችላል ወይም ደግሞ በስራቸው ቅልጥፍና ሊሆን ይችላል። ወይም ብቻ በየትኛውም ባህሪያቸው እንበለው እንግዲህ ከባህሪያቸው አንዱን ነገር አውጥተን በዚያ የመለኪያ አሃድ መሰረት ማለት ነው። ምናልባትም ተመሳሳይ የሆነ ባህሪ ወይም ደግሞ ተመሳሳይ የሆነ ተክለ ቁመና ወይም ደግሞ ተመሳሳይ የሆነ የኑሮ ስታይል የሚመሩ ከሆነ ምንድነው? ለምሳሌ እነዚህን ሰዎች አበበ እና እየለ እኮ አንድ ናቸው እንላለን ማለት ነው። ያ ማለት በሀሳብ የማይነጣጠሉ ወጥ የሆነ ሀሳብ ያላቸው

እሺ አመሰግናለሁ እንደተለመደው በቅድሚያ ቃለመጠይቁን አሰምቼ አነባለሁ ከዚያ በኋላም ደግሞ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠየቁ? ገንዘብ ይላል ገንዘብ ገንዘብ ማለት ምን ማለት ነው ስንል ገንዘብስ ለምን ይጠቅማል? የሚልና ሌሎቹንም እንግዲህ የተለያዩ ርዕሰ ጉዳዮችን ወይም ደግሞ ቃለ መጠይቆችን እያነሳሁኝ በእነሱ ላይ እንግዲህ ማብራሪያው ወይም ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው። ገንዘብ ስንል እንግዲህ በአንድ ሀገር ብቻ ገንዘብ ስንል እንደ አጠቃላይ እንደየሀገሩ እንደየአካባቢው። ይለያያል ምናልባት የገንዘቡ አይነት ማለት ነው። ያው እያንዳንዳቸው ራሳቸውን የቻለ የገንዘብ አይነት ስላላቸው ማለት ነው። በዩኒት በአሀድ ደረጃም ይሁን ወይም ደግሞ ሃርድ ኮፒውን ስናየው ራሱ በቅርጹም በዲዛይኑም ይለያያል። ያ ማለት ምንድነው? ምናልባት እነዚህ ገንዘብ የምንላቸው ምንድነው? የሀገሩን ባህል የሀገሩን የኢኮኖሚ ደረጃ ወይም ደግሞ ያኗ የማህበረሰቡን ያኗኗር ዘይቤ የሚገልጽ ወይም የሚያሳይ አይነት ስዕሎች ያሉበት ሊሆን ይችላል። ለምሳሌ አሁን የኢትዮጵያ ገንዘብ ስናይ ለምሳሌ ከአምስት ሳንቲም ጀምሮ እንግዲህ እስከ ሁለት መቶ ድረስ ነው እስከ ሁለት መቶ ብር ድረስ ነው። የገንዘቡ ዩኒት ያለው ስለዚህ እነዚህ ከአምስት ሳንቲም ጀምሮ ያሉት እንግዲህ ገንዘብ እዚያ ህትመቱ ወይም ደግሞ ወረቀቱ ላይ ያሉት ምንድነው? የፊገሮች ወይም ደግሞ ስዕሎቹ እንደ አጠቃላይ የኢትዮጵያን የስልጣኔ ደረጃ እና የኢትዮጵያን ህዝብ የስልጣኔ ደረጃ እንደዚሁም ባህሉን እንደዚሁም የአኗኗር ዘየውን የሚገልጹ አይነት ስዕሎች ያሉባቸው ናቸው ማለት ነው። ለምሳሌ የዱር እንስሳት ሊያሳይ ይችላል ብርቅዬ የሆኑ የዱር እንስሳት ሊያሳይ ይችላል። ለምሳሌ አሁን የኛ ሁለት መቶ ብር የምንለው የተለያዩ የዱር እንስሳትን ብርቅዬ የሆኑ ማለትም በተለይ በኢትዮጵያ ውስጥ የሚገኙ ምናልባትም ሌላው ሀገር ላይ ላይገኙ ይችላሉ እነዚህን አይነት የሚያሳይ ስሎች ያሉበት ይሆናል። ማለት ነው በሌሎችም ሀገር ቢሆን እንግዲህ ተመሳሳይ ሊሆን አይችልም ይሄው በዚሁ ልክ የአካባቢውን ባህል የሚያሳይ የሚገልጽ አይነት የብር ኖት ወይም ደግሞ የገንዘብ ኖት ይኖረዋል ማለት ነው። እና ገንዘብ ስንል እንግዲህ ምንድነው? በዋናነት ማለት ነው። አንድ ሀገር ህጋዊ የሆነ በአንድ ሀገር ውስጥ ማለት ነው ገበያዎች ወይም ደግሞ የገበያ ግብይት ሲስተሙ የሚስተናገድበት በሀገሪቱ ደረጃ ወጥ የሆነ በህጋዊ የሆነ የብር ኖት ይህንን የብር ኖት ምን እንለዋለን ገንዘብ እንለዋለን ማለት ነው። ስለዚህ እንደ አጠቃላይ በኢትዮጵያ ውስጥ ራሱን የቻለ ህጋዊ የሆነ የብር ኖታ አለ ስለዚህ የትኛውንም አይነት ነገር ስንገበያይ ማለት ነው። በሀገር ውስጥ ሆነን ስንገበያይ ይሄንን ገንዘብ ነው የምንጠቀም ማለት ነው። ምናልባት እንግዲህ ከዚህ ከሀገራችን ወጣ ብለን ሌላ ቦታ ላይ ስንሄድ ምናልባትም አገልግሎት ላይሰጥ ይችላል አገልግሎት ይሰጣል ነገር ግን ተፈላጊነቱ በጣም የወረደ ይሆናል ማለት ነው። ያ ማለት ምንድነው? ይኸው ሁሉ የገበያ ስርዓቱ የሚፈጸመው ወይም የሚከናወነው እዚያው በሀገሪቱ ውስጥ በህጋዊ ሆኖ በተፈቀደው የገንዘብ አይነት ወይም ደግሞ የብር ኖት ላይ ስለሆነ ብቻ ማለት ነው። ስለዚህ ምናልባት ግን እንደ ዋና እንደው እንደ አጠቃላይ በተለይ በአለም አቀፋዊ ደረጃ እንግዲህ ገንዘብ ሲባል ዶላር ይሄ ዶላር የምንለው የአሜሪካ ገንዘብ ማለት ነው። እሱ አለም አቀፋዊ የገበያ በቃ ገበያን ለመገበያየት የሚያገለግል የብር ኖት ይሆናል የገንዘብ ኖት ይሆናል ማለት ነው። ይህንን ብር እንግዲህ ምናልባትም ማግኘት ትንሽ ከበድ ሊል ይችል ይሆናል ዞሮ ዞሮ ግን ይሄኛው የትም ቦታ ላይ ቢሄድ ተፈላጊ እጅግ በጣም ተፈላጊ ነው ማለት ነው። አሁን ለምሳሌ የኬንያን ብር ብናይ የኬንያ ብር እዚሁ ኬንያ ውስጥ በብዛት አገልግሎት ይሰጣል እንጂ የኬንያን ብር አምጥተን ኢትዮጵያ ውስጥ እንጠቀም ብንል በጣም ደረጃው የወረደ ይሆናል። ስለዚህ ተፈላጊነቱ የወረደ ይሆንና ምንም አይነት ገበያ ብዙ ብር ተሸክመን መጠን ብዙ ገንዘብ ተሸክመን መጠነ ነገር ግን ተፈላጊነቱ የዚያ የኬንያ ብር ተፈላጊነቱ የወረደ ስለሆነ ምንም አይነት ነገር ሳንጠቀምበት ይኸው በቃ ዝም ብሎ ይቀራል ማለት ነው። ማለት ያን ያህል ውጤታማ አያደርገንም ማለት ነው። እና ሀገሪቱ በህጋዊ መልኩ ቀርጻ ያወጣችው የገንዘብ ወይም ደግሞ የብር ኖት ወይም ደግሞ አሃድ ምንድን እንለዋለን ማለት ነው። ገንዘብ እንለዋለን ማለት ነው። ይሄ ገንዘብ ደግሞ እንግዲህ እንደገለጽኩት ምንድነው? የተለያዩ ነገሮችን ለመሸጥ ለመለወጥ ለመግዛት እንግዲህ ገበያ ላይ የገበያ ትስስር የሚፈጥር እንግዲህ የብር አሃድ ወይም ደግሞ ዩኒቲ ይሆናል ማለት ነው። ስለዚህ ገንዘብ ስንል በዚህ ልክ መረዳት መቻል አለበት። በዚህ ከዚህ በተለየ አሁን ለምሳሌ እንደው በተለይ ወደ ገጠራማው ክፍል ስንሄድ ገንዘብ ሲሉት ዝም ብሎ ሀብት ንብረቱን ሁሉ ገንዘብ ይላሉ ያ ንብረት ነው የሚባለው እንጂ ገንዘብ

እሺ አመሰግናለሁ። እንግዲህ አሁንም ቢሆን በመጀመሪያ ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ የምንሰጥ ይሆናል። አሁን ወደ ቃለ መጠይቁ። ኮት ይላል እንግዲህ ኮት የሚለው ምናልባት በእንግሊዝኛውም ኮት ነው። በአማርኛውም ኮት ነው። ቃሉ ራሱ ምንም የቃል ልዩነት የለውም። ነገር ግን ኮት ስንል ምን ማለታችን ነው? እንደዚህስ ኮት ደግሞ መቼ ይለበሳል? እንግዲህ ኮት ስንል መጀመሪያ ትርጉሙን እናውቃለን። ከዚያ በኋላ ደግሞ ትርጉሙን ካወቅን በኋላ ለምን ይጠቅማል? ወይም ደግሞ አገልግሎቱ ምንድነው? እና ሌሎቹንም እንግዲህ ርዕሰ ጉዳዮች እያነሳሁ በእነሱ ላይ የምንወያይ ይሆናል ማለት ነው። አሁን ወደ ውይይታችን ወይም ደግሞ ወደ ማብራሪያው እህዳለሁ ማለት ነው። ስለዚህ ኮት እንግዲህ ማለት ምን ማለት ነው ስንል የልብስ አይነት ነው። ብዙ ጊዜ ወንዶች ናቸው ኮት የሚለብሱ። በርግጥ አልፎ አልፎ ሴቶችም ይለብሳሉ። የምንለብሰውም እንግዲህ እኮ ት ማለት ነው ቁልፍ አለው። ትላልቅ የሆኑ ቁልፎች ይኖሩታል። ቁልፎቹ ደግሞ ሲያስፈልጉ የሚቆለፉ ሳያስፈልጉ እንዴ ማለት ሙቀስ ሲሰማን ደግሞ ቁልፎችን የምንፈታቸው ይሆናል። ቅዝቃዜ ወይ ብርድ ወይም ቅዝቃዜ ሲሰማን ደግሞ ቁልፎችን ግጥም አድርገን በመልበስ ያው እንግዲህ ብርዱን እንከላከልበታለን ማለት ነው። እና ኮት እንግዲህ እንደው ተሌሎች ልብሱ ለየት የሚልበት ምንድነው ረዘም ያለ እጅ እጁ አለው። እንደዚሁም ደግሞ የቁልፎች ቀዳዳ ያሉትና በቁልፎቹ አማካኝነት ተመልሶ የሚገጠም እንደ አስፈላጊነቱ ቁልፉን የምንገጥመው ወይም የምንከፍተው ሆኖ ነገር ግን አለባበሱ ላይ ሁሌም ቢሆን ማለት ነው ከስር ሌላ ቀለል ያለ ልብስ እንግዲህ የሰውነታችን መሸፈኛ እናደርግና ይህንን ኮቱን ደግሞ ከውጭ እንደርበዋለን ማለት ነው። ወይም ደግሞ የውጭ ልብስ ይሆናል ማለት ነው። ወይም ደግሞ ተደራቢ ልብስ ይሆናል ማለት ነው። ስለዚህ እንግዲህ የኮት ወንዶችም፣ ሴቶችም ይለብሱታል። ያው ኮቱ በርግጥ የሴቶች ለየት ይላል። የወንዶችም በዲዛይኑ ወይም ደግሞ በፓተርኑ ለየት ይላል የሴትና የወንድ ተብሎ ኮቱ በሁለት ስለሚከፈል ማለት ነው። ስለዚህ የእነዚህን ኮት ምንድነው መቼ እንለብሳቸዋለን ብንል ምናልባትም እንግዲህ ይሄንን ኮት ምንለብሰው እንግዲህ ለፋሽን ሊሆን ይችላል። በተለይ አመታዊ ባዕላት ሲሆኑ። እንግዲህ ብዙ ጊዜ አዲስ ኮት ነው የምንለብሰው። ምናልባት በጣም ቁሽሽ ካለ፣ ያረጀ ኮት ከሆነ ዘውት ልንለብሰው እንችላለን። በዋናነት ግን እንግዲህ ኮት የምንለብሰው በተለይ በአውድ አውዳመት ወይም ደግሞ አመታዊ ባላት ሲሆኑ የዚያ የባሉ እንግዲህ ለባሉ ድምቀት ይሰጣል። ይሄ ኮቱ ማለት ነው። ኮት ስንለብስ እንግዲህ አንድም ሰውነታችንን ወፈር አድርጎ እንትን ይላል ያሳያል። በዚያ በላይ ደግሞ በቃ ለየት ያለ ፋሽን ስለሆነ በተለይ ኮት ያው ኮት መልበስ ተፈላጊ ይሆናል ማለት ነው። ስለዚህ ኮት ከሌሎች ልብሶቹ ለየት የሚያደርገው ምንድነው አንድም ተኮት የኮት ተደራቢ ይባላል። ያ ማለት ምን ማለት ነው የኮት ተደራቢ ሲባል ኮት ከመልበስህ በፊት ከውስጥ ከኮት በውስጥ የምትለብሰው ልብስ ተብሎ ነው እና ይሄን በተለይ እንግዲህ ልብስ በተለይ ልብስ የሚሸጡ ሰዎች በትክክል የእያንዳንዳቸውን ልብሶች የአለባበስ ፋሽናቸውን ወይም ደግሞ ስታይላቸውን በደንብ ስለሚያውቁት እነሱ ጋር የተሻለ ትንታኔ ይኖራል ብዬ አምናለሁኝ። ዙሮ ግን ምንድነው የኮታ አላባሽ ሲባል ምንድነው ቀለል ያለ ልብስ ነገር ግን ሙሉ ሰውነትን ሙሉ ሰውነትን ስል ምንድነው ከዚህ ከቂጥ በለይ ያለውን እስከ አንገት ድረስ ያለውን የሰውነት ክፍላችንን በቃ ሳይሞቀን ወይም ሳይበርደን በቀላሉ በቃ ቅልል ያለ ልብስ ሆኖ ከውስጥ የሚለበስ ማለት ነው። እና የኮታ አላባሺ ሲባል ከዚያ በኋላ ይቺን ከለበስን በኋላ ኮታችንን ከላይ እንደርበዋለን ማለት ነው። ስለዚህ የኮታ አላባሽ ስንል ውስጥ ከኮታችን በውስጥ ያለው ልብስ ይሆናል። ኮቱ ደግሞ ከውጭ ይሆናል ማለት ነው። ኮት ተደራቢ ይሆናል ማለት ነው። በዚህ ልብስ ላይ ኮቱ ተደራቢ ይሆንና እንግዲህ ተመጣጣኝ የሆነ ሙቀት እንድናገኝ ያስችለናል ማለት ነው። ማለት እንግዲህ ያቺ አላባሽዋ ስስ ስለምትሆን ኮቱ ሲደረብባት ደግሞ ተመጣጣኝ ሙቀት እንድናገኝ ያስችላል ማለት ነው። እና ኮት እንግዲህ በዚህ ልክ ነው ኮት ላይ ያለኝ ሀሳብ ምናልባት ከሌሎቹ ልብሶቹ ኮት የሚለየው እንደው በአሰራሩም ራሱ ጠንከር ያለ ነው። በተለይ እዚህ ትክሻ ላይ የተደለተ ልብሶቹ ተደራርቦ ተደራርቦ በመኪና በጣም ጥቅጥቅ ብለው ነው የሚሰፉና በጣም ጥንካሬ ያለው በተለይ ትክሻ ላይ ማለት ነው እኮ እህት የሚባለው ልብስ በጣም ጠንካራ ነው እና በተለይ አሁን ፋሽኖቹ ይለያያሉ። በጀርባ በኩል ዘለበት የሚባል ዲዛይን አለለት። ዘለበት ይደረግለታል። እንደአስፈላጊነቱ ማለት ነው። እንደዚሁም ደግሞ ትላልቅ የሆኑ ቁልፎቹ እንግዲህ ይገጠሙለታል። ከዚያ በተለየ ሁኔታ ደግሞ እንግዲህ ኮት ብዙ ጊዜ እንግዲህ በእኛ አካባቢ የጣሊያን ስፍ እየተባለ በጣሊያን ስፍ መልክ የሚዘጋጅ ኮትም አለ። ዝሮ ዝሮ በስፌታቸው እጅግ በጣም የተለያየ ፋሽን ይከተላል ማለት ነው። ማለት የተለያየ ፋሽኖች አይነት ነው

እሺ አመሰግናለሁ እንግዲህ በመጀመሪያ ይህንን አውዲዮ ለምታዳምጡ ወይም ለምትከታተሉ ሁሉ ሰላመ እግዚአብሔር ከሁላችን ጋር ይሁን በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ እንግዲህ ቃለመጠይቁን በድምጽ አሰምቼ ለቃለመጠይቁ የመልስ ትንታኔ እሰጣለሁ ማለት ነው። አሁን ወደ ቃለ መጠይቁ? በረዶ ይላል። በረዶ እጅግ እንግዲህ ከበድ ያለ ቃል ነው። በረዶ ሲባል ምንድነው? እንዲሁ ዝምብለን የምንረዳው ነገር በረዶ በጣም እንግዲህ ተፈጥሮአዊ የሆነ ክስተት ነው። ምንድነው? በመጀመሪያ ደረጃ እውሃ እንግዲህ ማነው? ውሃ ለፀሀይ ብርሃን ሲጋለጥ ለፀሀይ ሙቀት ሲጋለጥ ወደ ሰማይ ይተናል ውሃው ሲሞቅ ወደ ላይ ተኖ ይነሳል። ከዚያ በኋላ ይሄ ተኖ የተነሳው የውሃ አይነት ማለት ነው። ከከባቢ አየር ጋር አብሮ በነፋስ አማካኝነት ወደ ላይ ወደ ከፍ ወደ አለ ከፍታ። ይሰቀላል ማለት ነው ከዚያ በጣም ቅዝቃዜ ይሰማዋል በጣም ቅዝቃዜ ሲሰማው። ማለትም ከዜሮ ዲግሪ ሴልሽየስ በታች ሲሆን ቅዝቃዜ ማለት የሙቀት መጠኑ ከዜሮ ዲግሪ ስልሼስ በታች ሲሆን ማለት ነው። ይሄ በእንፋሎት የተነሳው የውሃ ትነት ወደ ምን ይቀየራል ማለት ነው። ዜሮ ዲግሪ ሴልሽየስ ሲሆን ውሃ ይሆናል። እንደገና ከዜሮ በታች ማለትም ኔጌቲቭ የሙቀት መጠን ሲያነብ ሲደርስ ግን ምንድነው? ወደ ጥጥርነት ይቀየራል ማለት ነው በረዶ ያጥጥሩ የውሃው ጥጥሩ ክፍል ምን እንለዋለን በረዶ ይሆናል ማለት ነው። ስለዚህ በረዶ ሲሆን ደግሞ ምንድነው? በቅዝቃዜ አማካኝነት የተነነ ውሃ ወደ ጥጥርነት ሲቀየር በረዶ ይሆንና ያ በረዶ እንግዲህ ከዝናብ ጋራ እየተቀላቀለ ማለት ነው ወደ መሬት ይወድቃል መሬት ላይ ይመጣል ማለት ነው። ስለዚህ መሬት ላይ ሲመጣ እንግዲህ ጥጥር ነገር ከመሆኑ አንፃር በቃ ሲወድቅ መሬት ላይ አንድም በግራፊቲሽናል ፎርስ አማካኝነት ማለት ነው። እንግዲህ በወደቀበት ቦታ ሁሉ ያለውን ነገር ጭፍጭፍ ያደርጋል በቃ። ምንድነው? ቤትም ከሆነ ቤቱን ይደበድባል እንደዚሁ ማስሪትም ከሆኑ በቃ ቅጠሎቻቸውን እርግፍ ያደርጋቸዋል አገዳቸውንም እንግዲህ ክስክስ ያደርጋቸዋል ይሰባብራቸዋል ማለት ነው። እና ይሄ ተፈጥሮአዊ ክስተት ነው። እንግዲህ ብዙ ጊዜ በተለይ ደጋማው አካባቢ እንደዚህ አይነት የተፈጥሮአዊ ችግር ብዙ ጊዜ በተደጋጋሚ ይፈጠራል። ነገር ግን ወደ ሞቃታማ አካባቢ እንኳን ያን ያህል ጎልቶ ብዙ የማይታይ አይከሰትም ወይም አይፈጠርም። ነገር ግን በዋናነት ወደ ደገመው ወደ ደጋው ወይም ደግሞ ቀዝቃዛማ የአየር ንብረት ባለበት አካባቢ። ብዙ ጊዜ ማለት ነው ይሄ ተፈጥሮአዊ ክስተት ይከሰታል በተደጋጋሚ ማለት ነው። ስለዚህ በረዶ የምንለው በዋናነት ማለት ነው ከፀሀይ ሙቀት አማካኝነት ተኖ ወደ ላይ የሄደው የውሃ አንፋሎት። በቅዝቃዜ በቅዝቃዜ ምክንያት ወደ ጥጥርነት ተቀይሮ ያጥጥሩ ጥጥሩ ውሃ ማለት ነው። ወደ መሬት በበረእ ሲወርድ ይሄ በረዶ እንለዋለን ማለት ነው። እና ይሄ በረዶ ደግሞ እንግዲህ እንደሚታወቀው ቅድም እንደገለጹትኝ እጅግ በጣም በቃ ጥጥር ከመሆኑ አንፃር ያገኘውን ነገር ሁሉ ድቅቅ ነው። የሚያደርገው በቃ እንክትክት ያደርገዋል እና ብዙ ጊዜ እንግዲህ አርሶደሮች ማለት ነው እንደው ለዚህ ምንም አይነት መላ አልተገኘለትም። እስካሁን እንደው ቴክኖሎጂው ራሱ በረዶን የመከላከያ ወይም ደግሞ በረዶን የምንከላከልበት ወይም ደግሞ የምንቋቋምበት ምንም አይነት ቴክኖሎጂ እስካሁን አልተገኘም። ነገር ግን በባህላዊ መልኩ እንደውም ከቴክኖሎጂው ይልቅ ባህላዊ መልኩ ተሽሎ በባህላዊ መልኩ በረዶን እንግዲህ እንዳይጥል አንድ አካባቢ ላይ የሚከላከሉ እንግዲህ የበረዶ ባለሙያዎች አሉ። በጸሎት ነው የሚባል እና የሆነ የእጽዋት ስር አለ ያንን የእጽዋት ስር ይዘው። እንዲደበደብ ያልተፈለገውን አካባቢ ማለት ነው ያን እጽዋት ይዘው ዙረው ከዚያ በኋላ ዝናብ የማይነካው ቦታ ላይ ሲያስቀምጡ ከዚያ በኋላ የበረዶ እዚያች ዙሪያ ጠባይ አይልም ነው የሚባለው። ይሄ እንግዲህ በመረጃ ደረጃ ነው ያለኝ። እኔ እንኳን ይኸው በተወሰነ መልኩ በእርግጥ አውቀዋለሁኝ። ዙሮ ዙሮ እንግዲህ የበረዶ ማለት ነው ተፈጥሮአዊ ክስተት የሆነ እንስሳትንም ሆነ ወይም ደግሞ የተለያዩ እጽዋትን። በቃ የህይወት የሚቀስፍ ነው። ብዙ ጊዜ ህይወታቸውን ራሱ ያጠፋቸዋል ሰውም እንግዲህ ምናልባት መጠጊያ መሸሸጊያ ካላገኘ ሜዳ ላይ እንደሆነ ይሄ በረዶ ከመታው ሊሞት ይችላል። የሰው ልጅም ቢሆን ማለት ነው። እና እጅግ በጣም ሲበዛ አስከፊ የሆነ ተፈጥሮአዊ ከስተት ነው። በረዶ ስንለው እንግዲህ ስለዚህ በረዶ የሚለውን ቃል በዚህ ልክ ነው። በዋናነት የምንረዳው ነገር ግን ከዚህ በተለየ መልኩም ደግሞ እንግዲህ ልጆቹ በተለይ እንግዲህ ምግብ ቤት ምናምን የህፃናቱ ማለት ነው። የምግብ ፍሪጅ አለ የፍሪጅ ማለት ነገሮቹ እንዳይሞቁ ከዜሮ ዲግሪ ሴርሺየስ በታች እንዲቀዘቅዙ የሚያደርግ ነው። እና በረዶን እዚያ ፍሪጅ ውስጥ በማስገባት ይሄን ውሃውን ማለት ነው። በጣም እንዲቀዘቅዝ እና በረዶ እንዲሰራ ይደረጋል። ስለዚህ ፍሪጅ ውስጥም ውሃን በማስገባት በረዶ የሚባለውን ማነው ተፈጥሯዊን ነገር ማምረት

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ቃለመጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠየቁ ኖቬምበር ይላል። ኖቬምበር ስንል እንግዲህ ምንድነው? በእኛ ህዳር የምንለውን ነው ማለትም ሴፍቴምበር ኦክቶበር ኖቬምበር ብለን ሶስተኛ ወራችን ነው። ለእኛ ለምናልባትም ለአውሮፓውያን ደግሞ ኖቬምበር ምንድነው አስራ አንደኛ ወራቸው ይሆናል ማለት ነው። ማለትም አዲስ አመት ከጀመሩ ጀምረው እያንዳንዱን ወር አሳልፈው አሳልፈው አሳልፈው አስራ አንደኛው ወር ላይ ሲደርሱ የሚያገኙት ወር ይሆናል ማለት ነው። ለእኛ ለኢትዮጵያውያን ደሞ በኢትዮጵያውያን ቀን አቆጣጠር መሰረት። ኖቬምበር ወይም ደግሞ ህዳር ምንለው ወር ማለት ነው። ይሄ ወር ምንድነው? የበጋው የመጀመሪያ ወር ይሆንና ማለትም ማነው የጸደይ የመጨረሻ ወር ይሆንና እንደዚሁም ደግሞ ለበገው ደግሞ መግቢያ የሆነ ወር ነው። ማለት ነው እና ሶስተኛ ወር ነው መስከረም ጥቅምት ብለን ህዳር እንላለን ህዳርም አልነው ኖቬምበርም አልነው። ኖቬምበር በእንግሊዘኛው ሲሆን ህዳር ደግሞ በአማርኛ ቋንቋችን ስለሆነ ዙሮ እንግዲህ በዚህ ልክ ነው። ኖቬምበርን መረዳት ያለብን እንደሚታወቀው ከ በኢትዮጵያ ቀን አቆጣጠር መሰረት ማለት ነው። ሰላ ማነው አስራ ሁለት ሰላሳ ለሰላሳ ቀናት ያሉት? አስራ ሁለት ወራት አሉ። እንግዲህ አንድ አመት ለማለት ከዚያ ደግሞ በተጨማሪ ጳጉኤን የምንላት ወይም ደግሞ ተጨማሪ ወር ማለት ነው። ይቺ አምስት አምስት ናት ብዙ ግዜ ከአመት ማነው? ለአራት አመት በተከታታይ ለሶስት አመት በተከታታይ አምስት አምስት ቀን ትሆናለች በአራተኛው አመት ደግሞ ስድስት ቀን ሆና እናከብራታለን ማለት ነው። እና እሷን ደግሞ እንግዲህ ካላት የቀን እርዝማኔ አምስ ቀን በመሆኑ አምስ ቀን ብቻ በመሆኑ እንደ ወር አንቆጥረውም። ከዚያ ይልቅ ተጨማሪ ወር ተጨማሪ ናት ማለት ነው። እና ኖቬምበር እንግዲህ ስንተኛ ይሆናል ማለት ነው። ለኛ አዲስ ዘመን ከቆጠርን ጀምሮ። መስከረምን እናሳልፋለን ከዚያ ጥቅምት እናሳልፍና ሶስተኛ ላይ የምናገኘው ወር ይሆናል ማለት ነው ይህም ወር ህዳር እንለዋለን። ወይም ደሞ እንግዲህ ተመሳሳይ ትርጉሙ በእንግሊዝኛ ማለት ነው ኖቬምበር የሚለውን ቃል ይሰጠናል ማለት ነው። እና እንግዲህ ምናልባትም ኖቬምበር ለኛ የጸደይ ምንድነው? መጨረሻ ወር የበጋ ደግሞ እምንቀበልበት በጋውን እሱ ካለፈ በኋላ ቀጥታ ታህስስ ብለን የምንቀበልበት ወር ነው። በዚህ ወር እንግዲህ እንደሚታወቀው እንግዲህ በተለይ በእኛ አካባቢ ማለት ነው። የግብርና ምርቶች በቃ በጣም ይሄ ሶስቱን አራቱን ወር የድገት ደረጃ ጨርሰው እዚህ ላይ ካ ብለው የሚደርቁበት እና እንደዚሁም ደግሞ የስብሰባ የሰብሎች የስብሰባ ወቅት ይሆናል ማለት ነው። ህዳር ህዳር ስንል ማለት ነው ስለዚህ እንግዲህ በተለይ ህዳር እኩሌታ ጀምረን እስከ ታህሳስ ድረስ ያለው ወቅት ማለት ነው። የተለያዩ የሰብል አይነቶች እንግዲህ ደርቀው በስለው ደርቀው ከዚያ በኋላ ደግሞ ታጭደው እንግዲህ አንድ ቦታ ላይ የሚሰበሰቡበት ይሆናል ማለት ነው። ያ ማለት ወርሃ ሰብለ ሰብል ስብሳቤ የሰብል የሰብል መሰብሰቢያ ወር ነው ማለት ነው። ስለዚህ የሰብል ይሰበሰብና ከዚያ በኋላ እንግዲህ ህዳርን ይዞ እስከ ጥር ድረስ ደሞ እየተበራየ እንግዲህ ገለባውን ለነፋስ እየሰጡ ምርቱን ደግሞ አውድማ ላይ እያስቀሩ ምርቱን ወደ ጎተራ ይዘንበት የምንሄድበት ማለትም እንግዲህ ምንድነው በዚህ ወቅት ላይ በቃ ሁሉም ሰው ማለት ነው። ሰብሉ ስለሚደርስለት ወይም ምርቱ ስለሚደርስለት ሁሉም እንግዲህ በሽ በሽ ነው ሚኖር ማለት ነው። ማለት ሚራብ ሚቸገር ሰው የለም ማለት ነው። እና እንግዲህ ኖቬምበር ወይም ደግሞ ህዳር ስንል ምንድነው በቃ ሁሉ ነገር የሞላበት ምክንያቱም ምርቱ ጠቅላላ ሁሉም የምርት የሰብል አይነት ማለት ነው። በስሎ እንግዲህ ለምግብነት የደረሰበት ደረጃ ስለሆነ የሚቸገር ሰው በዚህ ወቅት የለም። እንዳውም ሰው እንዳውም ምንድነው? ምን አይነት አባባል አለ የምርት ወቅት ለመሆኑን የህዳር አህያ ይባላል ይህ ማለት ምን ማለት ነው? የህዳር አህያ ጌታ የላትም እንደማለት ነው። ምንድነው? የህዳር አህያ እይታ የላትም ማለት በቃ መስክ ላይ የተገኘን አህያ ሁሉ ሰው እየጠለፈ እየወሰደ ማለት ነው። ከአውድማ ላይ የእህሉን እየጫነ ወደ ቤት የሚያስገባበት ነው። እና በጣም በዚህ ወቅት ላይ አህዮቹ በጣም በስራ ሚሰቃዩበት ወቅት ይሆናል ማለት ነው። ስራ የስራ ጫና ይበዛባቸዋል አህዮች በቃ ሙሉ ቀኑን ሙሉ ምንድነው የተተካካ ሰው እህል ነው ሲጭናቸው ሚውል ካውድማ ወደ ቤቱ እህል እየጫነ ሲያስገባ ሚውል ባህዮች ማለት ነው። እና የህዳር አህያ ተብሎ ራሱ ይነገራል ያ ማለት ማንም እንደፈለገ የሚሰቀለው ማንም እንደፈለገ የሚወጣው ማንም እንደፈለገ የሚጋልበው ለማለት ነው። ያ ማለት እንግዲህ የህዳር አሀያ ባለቤት የለውም። ሁሉም ሰው

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ ለመጠየቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ ማለት ነው ይህንንም የማያደርግበት ዋናው አላማው የምሰጠው ማብራሪያ ወይም የመልስ ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ይህንን አውዲዮ ለሚከታተል ሁሉ ሀሳቡ ግልጽ እንዲሆንለት ስለሆነ በዚያ ልክ ቃለመጠይቁን ማንበብ ተገቢ ነው ብዬ ስላመንኩበት ነው ማለት ነው። ስለዚህ ቃለመጠይቁም ምን ይላል ቡናማ ይላል? እንግዲህ እንደሚታወቀው የተለያዩ ቀለማት አሉ መሰረታዊ ቀለማት የሚባሉ አሉ እንደዚሁም ደግሞ መሰረታዊ ቀለሞችን መልሰን በመቀላቀል የምንፈጥራቸው ሌላ ለየት ያሉ ቀለማት አሉ። ስለዚህ ቡናማም እንግዲህ መሰረታዊ ቀለማትን በመቀላቀል ሌላ ለየት ያለ ከመሰረታዊ ቀለማት በተ በባህሪው ወይም ደግሞ በእይታው ወይም ደግሞ በነፀብራቁ ለየት ያለ ቀለም ማግኘትን የሚያጠይቅ ነው ማለት ነው። ስለዚህ ቡናማ ስንል እንግዲህ ብዙ ቀለሞቹ የተወሰኑ ቀለሞች ሞቃት ናቸው እንላለን ሞቃት ሞቃት ቀለም እንላለን የተወሰኑትን ቀለማት ደግሞ ቀዝቃዛ ቀለም ናቸው። እንላለን ምን ማለት ነው? አሁን ቀለሙ ስንነካው ሞቆን ወይም ደግሞ ቀዝቅዞን ሳይሆን የሚሰጡት ሪፍሌክሽን ማለትም ስናያቸው ምን ያክል በጣም ሴንሲቲቭ ናቸው የሚለውን ለማጠናከር ነው። እንግዲህ ሞቃት እና ቀዝቃዛ የምንላቸው ለምሳሌ ሞቃት የሚባሉት እንደ ቀይ አይነት ቀይ ሆኖ ወደ ቀይ አደ ቀይ እና ወደ ቀይ ያደሉ ቀለማትን ደማቅ ስንላቸው ወይም ደግሞ ሞቃት ስንላቸው ማለት ነው። ሰማያዊ ነገር አረንጓዴ ነገር የሆኑ አይነት ቀለሞችን ደግሞ እነዚህን ደግሞ ቀዝቃዛ ቀለማት እንላቸዋለን ማለት ነው። እንደው ያው ምናልባትም ከባህሪያቸው ጋር አብሮ ቀዝቀዝ ያሉ ስለሆነ ያን ያክል በጣም እንትን የሆነ በጣም ትኩረት የሚፈልጉ ሴንሲቲቭ ነገር አይደሉም። ስለዚህ ከዚያ ጋር ተያያዞ ምንድነው? ቀዝቃዛ ቀዝቃዛ ቀለማት እንላለን ማለት ነው። ስለዚህ ቡናማም እንግዲህ ቡናማ ቀለም ማለት ነው። ቀይና ቢጫ እንደዚሁም ጥቁር ቀለሞችን በአንድ ላይ በመቀላቀል ማለት ነው። ቀይ ቢጫና እንደዚሁም ጠቆር ጥቁርን ቀለም ማለት ነው። አንድ ላይ ቀላቅለን የምናገኘው ሌላ እንግዲህ ደብዘዝ ያለ ቀለም የቡና ፍሬ የተቆላ የቡና ፍሬ የመሰለ ቀለም የምናገኝ ይሆናል ማለት ነው። ስለዚህ ይሄንን ቀለም ምን እንለዋለን? ቡናማ ያም ደግሞ ምን ማለት ነው ማለት ነው። ቀዝቀዝ ያለ ነው ማለት ነው ስለዚህ ቀዝቀዝ ያለ ከሚ ቀዝቀዝ ካሉት የቀለም አይነቶች ውስጥ የሚመደብ ቡናማ ቀለም እንለዋለን ማለት ነው። ይሄም ደግሞ መሰረታዊ አይደለም ለምን መሰረታዊ አላልነውም? ምክንያቱም ሌሎቹን ቀለማት በተወሰነ መልኩ እንግዲህ ቀላቅለን ሌላ አዲስ ወይም ደግሞ ሌላ ሁለተኛ ቀለም ሆኖ እየመጣ ስለሆነ መሰረታዊ ቀለም ልንለው አንችልም ማለት ነው። በዚህ መሰረት ስለዚህ ምንድነው? ይሄ ቡናማ ቀለም ብዙ ጊዜ እንግዲህ ቤቶቻችንን ስንሰራ ሊሆን ይችላል ዝም ብሎ እንግዲህ በጣም አይናችን ላይ እንዳይረብሸን ደማቅ ወይም ደግሞ ሞቃት መሆን ያን ያህል እንግዲህ ጥሩ አይደለም። በተለይ ይሄ በጣም ሴንሲቲቭ የሆኑ ቀለሞች እንደ ለእይታም ጥሩ አይደሉም እንደዚሁም ደግሞ ስንኖርባቸውም ራሱ የሆነ ሰላም አይሰጡንም። እና ብዙ ጊዜ እንደው ሰዎቹ ምንድነው? የሚሰጡት አስተያየት ወይም ደግሞ የሰዎች ዝንባሌ የሰዎች ፍላጎት ወይም ደግሞ የሰዎች ኢንተረስት ምን ላይ ነው ማለት ነው። ቀዝቀዝ ያሉ ቀለሞችን ነው የሚፈልግ ማንም ሰው ቢሆን ራሱ ማለት ነው። ይሄ ሞቃት የሚባሉት አይነት ቀለሞች እንደው እጅግ በጣም ሲበዛ አዳጋዎች ናቸው ያ ማለት በጣም ሴንሲቲቭ ናቸው በጣም አዳጋ እንደሆኑም በዚህው ልክ እንረዳለን ማለት ነው። ሲቆሽሹም በቀላሉ ነው የሚቆሽሹ። ስለዚህ በዚህ ልክ እንግዲህ እነዚህው ሞታማ የምንላቸው ቀለሞች ያን ያህል በየትኛውም የስራ መስክ ቢሆን ተፈላጊ አይደሉም ቢኖሩም እንኳን ራሱ በተወሰነ መልኩ ይሆናል ማለት ነው። ለምሳሌ እንግዲህ የቤታችንን ግድግዳ ሞቃታማ በቀይ ቀለም ከመቀባት ይልቅ እንደው በውሃማ በቡናማ ቀለም ስንቀበው እጅግ በጣም ደስ ይላል ሁላችንንም ቢሆን እይታው ደስ ይላል ይስበናል በቃ ማለት ነው። ቀይ ሲሆን ግን አንድም እንደው ሰላማችንን ይነሳናል ጭንቀት ነው የሚይዘን ያ በጣም ያስጨንቃል በጣም ይከብዳል በጣም የሆነ የተለያየ ጭንቀት ነው የሚፈጥርብን ቀለሙን ባየነው ቁጥር ማለት ነው። እና ቡናማ ቀለም ግን ምንድነው? ቀዝቀዝ ካሉ የቀለማት አይነቶች ውስጥ የሚመደብና እንደዚሁም ደግሞ እነዚህን ሶስቱን ዋና የቀለም አይነቶችን ማለትም ቀይና ቢጫ እንደዚሁም ጥቁር አይነት ቀለሞችን በመቀላቀል ወይም በማዋሃድ የምናገኘው ሌላ ተጨማሪ የቀለም አይነት ነው ማለት ነው። ስለዚህ ቡናማ ቀለም ከእነዚህ ቀለሞች የተገኘ በመሆኑ አንድም ምንድነው ሁለተኛ ወይም ደግሞ ጠቅላቅሎ የተገኘ ስለሆነውህድ እንለዋለን ወይም ደግሞ መልኩን እንዲው ስናየው ደግሞ ቀዝቀዝ ያለ በመሆኑ ከቀዝቃዛማ የቀለም አይነቶች ውስጥ የሚመደብ

እሺ አመሰግናለሁ እኔ እንግዲህ እንደተለመደው አሁንም ቢሆን ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ። አሁን ወደ ቃለ መጠይቁ። ቆንጆ ይላል ዋው ደስ ይላል ደስ የሚል ጥያቄ ነው የደረሰኝ እንግዲህ በዚህ ጥያቄ እኔም ደስ ይሎኛል ደስ የሚል ማብራርያም እሰጣለሁ ብዬ እንግዲህ እገምታለሁ ወይም ተስፋ አደርጋለሁኝ። ቆንጆ ስንል እንግዲህ ምን ማለታችን ነው? የአንድን ነገር የአንድን ወይም ደግሞ የአንድን ነገር ስንል የአንድ ነገር እይታው ወይም ባህሪው ወይም ደግሞ ለምሳሌ የአንድ ነገር አፈጻጸሙ ሊሆን ይችላል። ለምሳሌ እኔ ቤት እያሰራሁ እያለ ይሄ ቤት እንግዲህ በጣም በፍጥነት ከተሰራልኝ ኦ የቤቱ አሰራር እንደው የቤቱ አሰራር ወይም ደግሞ የቤቱ የአሰራር ፍጥነቱ ቆንጆ ነው ልል እችላለሁ። ያ ማለት እንግዲህ እንደጠበቅኩት ወይም ደግሞ ከጠበቅኩት በላይ ሆኖልኛል ማለት ነው። እና ቆንጆ ስንል ብዙ ጊዜ። እንግዲህ እንደው ሰዎቹ እንዲሁ በዋናነት የሚረዱት ቆንጆ ሲባል በጾቷ ሴት የሆነች ገና ልጅ አገርድ መልከ መልካም ወይም ደግሞ መልኳ ደስ የሚል የምታምር ደም ግባት ያላት ወይም ደግሞ በቃ ደስ የሚል ገጽታ ወይም መልክ ያላት ለማለት ነው። ብዙ ጊዜ ሰው የሚጠቀመው ነገር ግን ቆንጆ የሚለውን ከዚህ በተለየ መልኩ ብዙ አይነት ትርጉም ሊኖረው ይችላል ማለት ነው። ይህም ስንል ምን ማለታችን ነው? ማራኪ መልከ መልካም ወይም ደግሞ ውብ ወይም ደግሞ በውጫዊም ሆነ በውስጣዊ ባህሪው ደስ የሚያሰኝ ማለት ነው። ያ ማለት ይሄ ሰው ሊሆን ይችላል ወይም ደግሞ እንግዲህ ቁስ አካልም ሊሆን ይችላል ወይም ደግሞ የአንድን ስራ አፈጻጸም ሊሆን ይችላል ባህሪ ሊሆን ይችላል ስለዚህ ብቻ የተለያየ ነገር ነው። ዝሮ ምንድነው? ቆንጆ ስንል የአንድን ነገር አፈጻጸም ሊሆን ይችላል ያንድን ነገር ባህሪውን ሊሆን ይችላል ወይም ደግሞ የሰውን ባህሪ ማለት ነው። ወይም ደግሞ የሰውን መልኩን አይተን ሊሆን ይችላል ወይም ደግሞ የሰውየውን ውስጣዊ የሆነ ባህሪውን ተረድተን ሊሆን ይችላል ወይም ደግሞ እንግዲህ አካባቢውንም ሊሆን ይችላል እየኖርን ያለንበትን አካባቢ ራሱ የአየር ፀባዩን የአየር ንብረቱን ወይም ደግሞ ሌላ መመዘኛ። ዩኒቶች ወይም ደግሞ ሌላ መመዘኛ አሃዶች ይኖሩና እነዚህ የመመዘኛ አሃዶች ወይም ደግሞ ዩኒቶ ተጠቅመን ማለት ነው። ለዚያ ነገር እንግዲህ ዲግሪ ስንሰጠው ማለት ነው። ኧረ ቆንጆ ነው ልንል እንችላለን። ለምሳሌ አሁን ኢትዮጵያ ከመኖር አውሮፓ መኖር እጅግ በጣም ቆንጆ ነው። ብዬ ብናገር አሁን እዚህ ጋር እንግዲህ ምንድነው? አውሮፓ እንግዲህ ቆንጆ ናት እያልኩ ሳይሆን እዚያ መኖር የተለያየ ምቾት አለው በቃ ስትኖር ኑሮህን ቀለል ብለህ ነው የምትኖር መጨናነቅ ነገር የለም። ነገሮች ሁሉ ቀላል ናቸው። በቃ ሁሉ ነገር ይሟላልሃል እዚህ ግን ብትለፋ ምንም ያክል ብትለፋ ብትጥር ብትግር። የፈለከውን ያህል ውጤት ልታገኝ አትችልም። እዚያ ግን በቃ ብት አንድም የስራ ፍላጎቱ አለ ስራ ብት ልስራ ብለህ ከፈለክ በቃ በሰራህበት ልክ ትክክለኛና አግባባዊ የሆነ ክፍያ ይፈጸምልሃል። እዚህ ግን ብትሰራም እንኳን ያን ያህል እንግዲህ አመርቂ የሆነ ነገር አይከፈልህም እያለ ነው ማለት ነው። ብቻ ወይም ደግሞ እንግዲህ ከተማዋ ካላት ውበት አንፃር ምናልባትም ዝም ብሎ አካባቢው ስለሚያዝናና ደስ ስለሚያሰኝ ከዚህ አንግልም ሊታይ ይችላል ማለት ነው። እና ቆንጆ ስንል እንግዲህ እጅግ በጣም ዘርፈ ብዙ ያለው ትርጉም ነው ማለት ነው። ዘርፈ ብዙ ነው እንግዲህ ትርጉሙ ምናልባትም እንግዲህ ቆንጆ የሚለውን በእያንዳንዱ አረፍተ ነገር እየሰራን ስናየው የተለያየ ትርጉም እንዳለው ልንረዳ እንችላለን ማለት ነው። ቅድም የለየው የሰጠሁትኝ አንዱ ምሳሌ እንዳለ ሆኖ ለምሳሌ ደግሞ ያበበ ባለቤት እጅግ በጣም ቆንጆ ናት። ብል አሁን እዚህ ጋር ቆንጆ ናት ስል እንግዲህ ምናልባት እኔ ያየሁትኝ ዝም ብሎ ተክለ ቁመናዋን ወይም ደግሞ ገጽታዋን የመልኳ በቃ ከራስ ፀጉሯ እስከ እግር ጥፍሯ ያሉ የተለያዩ የሰውነት ክፍሎቿ ንጽህና ጽዳቷ ወይም ደግሞ እንግዲህ ተክለ ቁመኗ ስል የተክለ ቁመኗ ቅርጽ እና እንግዲህ ተፈጥሮአዊ አቋቋሟን እያልኩ ሊሆን ይችላል። አንዳንድ ሰዎች ደግሞ እንግዲህ በለይ የሚያዩትን እንግዲህ ይሄ አካላዊ የቆዳ መለኪያ አሃድ እይተውና ምንድነው ውስጣዊ ባህሪን በማየት እንግዲህ ለሰው ልጅ ያላት አክብሮት ለሰው ልጅ የምትሰጠው ትህትና እንደዚሁም ደግሞ እንግዲህ በንግግሮቿም ሊሆን ይችላል ወይም ደግሞ በባህሪዋ ቆንጆ ናት ሊል ይችላል ማለት ነው። ስለዚህ መልኳ መጥፎ ወይም ደግሞ መልኳ አስቀያሚ ማለት ደስ የማትል ሆና ባህሪዋ ደግሞ ደስ የምትል አይነት በቃ ባህሪዋ ለሰው ልጅ ምቹ የሆነች ሴት ልትኖር ትችላለች። ስለዚህ ይቺን ሴት ምንድነው? ኧረ ይቺ እከሊት እኮ ቆንጆ ናት ብለን ስንናገር መልኳ ያምራል እያልን ሳይሆን ባህሪዋ ጥሩ ነው እያልን ነው ማለት ነው። ስለዚህ ቆንጆ የሚለው ምናልባትም እንግዲህ በአረፍተ ነገር ሲገባ ወይም ደግሞ እንደ አውዱ ወይም ደግሞ እንደ አገባባዊ ፍቹ የተለያየ ትርጉም ሊሰጠን ይችላል ማለት ነው። አመሰግናለሁ ሰዓት ስላለ

እሺ አመሰግናለሁ አሁን ወደ ቃለ መጠይቁ ቃለ መጠይቁ ምን? ይላል ሴፕቴምበር ይላል ሴፕቴምበር ስንል እንግዲህ በፈረንጆቹ ዘጠነኛ ወር ነው ለእኛ ለኢትዮጵያውያን ደግሞ ማለት ነው። የመጀመሪያ አዲስ ዘመን የምንቀበልበት ይሆናል ስለዚህ መስከረም ወይም ደግሞ ሴፕቴምበር የሚለው ሁለቱም እንግዲህ። ማለት የትርጉም ልዩነት የላቸውም የቃል ማነው የቃል ልዩነት የላቸውም ትርጉማቸውም አማርኛ። በአማርኛው መስከረም ማለት ነው በእንግሊዝኛውም ሴፕቴምበር ነው ሴፕቴምበር ወደ አማርኛው ሲመጣ መስከረም ማለት ነው። ስለዚህ ለእነሱ ለአውሮፓውያን ዘጠነኛ ማለት ጥር ወይም ደግሞ ጃንዋሪ ወይም ጥር አንደኛ አንድ የመጀመሪያ ወር ብለው ወይም ደግሞ አዲስ አመት ከተቀበሉ ጀምሮ። ስላሳ እንግዲህ እያንዳንዱን ወር እያሳለፉ እያሳለፉ ዘጠነኛው ወር ላይ የሚገኝበት ዘጠነኛ ላይ የሚገኘው ወር ይሆናል ማለት ነው። ይሄ ሴፕቴምበር በነሱ ለእኛ ግን እንግዲህ ምናልባትም ሀምሌና እና ነሀሴ እጅግ በጣም ከባድ የሆነውን የክረምት ወቅት አሳልፈናል። እንግዲህ አዲስ አመት በአዲስ መንፈስ በአዲስ ራዕይ በአዲስ ጉልበት የምንነሳሳበት መስከረም አዲሱ ዘመን የመጀመሪያ አመት ብለን እንግዲህ የምንቀበለው አመታዊ ባእል ይሆናል ማለት ነው። ስለዚህ መስከረም እንግዲህ ቅድም እንደገለጽኩትኝ እጅግ በጣም ከባድ የሆኑ እነዚያ የዝናብ ወይም ደግሞ የጭንቅ ወቅቶች ማለት ነው ሀምሌና ነሀሲ አልፈው። ሰማዩ ግልጽ የሚሆንበት ብሩህ የሚሆንበት ምድሩም ደግሞ ያጭቃው የሀምሌና የነሀሴ ጭቃ ደርቆ በቃ በቃ ምድሩ ራሱ ደረቅ የሚልበት እና እንደዚሁም ደግሞ መሬት እንደ አጠቃላይ ማለት ነው በአረንጓዴ ነገር የምትለብስበት ማለት ነው። ያ ማለት ምንድነው? ሳሩ ሳሩ ቅጠሉ ሁሉ ለምለም የሚሆንበት ወቅት ማለት ነው። መስከረም ስንል እዮሃ አበባዬ መስከረም ጠባዬ መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ እየተባለ እንግዲህ የተለያዩ ስለ መስከረም ወቅት ምን ያክል እንግዲህ ደስ እንደሚል ምን ያክል ደግሞ ደስ የሚል የአየር ንብረት እንደሚኖረው ለማጠየቅ እንደዚህ እየተባለ ራሱ እንግዲህ በማህበረሰቡ ስለመስከረም ወር ጥሩነት ይገልጻል ማለት ነው። በተለያዩ ስነ ቃሎች መስከረምን እያደነቀ ይዘው በዜማም እንግዲህ በስነ ግጥም የሚነገርለት ማለት ነው። መስከረም እንደ የአካባቢያችን ማለት ነው። ስለዚህ መስከረም እጅግ በጣም ድሮ ገደሉ ተራራው ሜዳው ሁሉ ምንድነው? በተለያዩ የእጽዋት አበባ እንግዲህ ሽብርቅ ድምቅ ብሎ የሚታይበት እንደዚሁም ደግሞ እንስሳቱ እንደፈለጋቸው ሳር ግጠው ሳር በልተው ሆዳቸው የሚሞላበት እንደው እንስሳት ብቻ ሳይሆኑ እነዚህን ነፍሳት ራሱ ንብ ራሱ በዋናነት ማርዋን የምትሰራው መቼ ነው ማለት ነው። መስከረም ላይ ያ ማለት ምን ማለት ነው? የተለያዩ እጽዋት እንግዲህ በተለያየ የአበባ ህብረ ቀለማት የሚያደምቅ የምትደምቅበት ስለሆነች በዚያ ሰዓት ምድር ስለዚህ ንቦች ደግሞ እነዚያን አበባዎች እየሄደች እየቀሰመች ማር ትሰራለች ማለት ነው። እና እንግዲህ ሴፕቴምበር ወይም መስከረም ስንል በዚህ ልክ እንግዲህ በጣም ደስ የሚል ደስ የሚል ወቅት እና ብሩህ የሆነ የትኛውም አይነት ወር በተለይ መስከረም እጅግ በጣም ደስ የሚልና ብሩሃማ የሆነ ወቅት ነው። ያም ማለት ምንድነው? ሰማዩ ግልጽ ሆኖ ብሩህ የሚሆንበት ከዋክብቱ ግልጽ ሆነው የሚደምቀው ብርሃናቸውን ለአለም የሚፈነጥቁበት እንዲሁም ጨረቃም ራሱ በቃ እጅግ በጣም ሲበዛ ብሩህ ሆና ብርሃኗን ለአለም የምትፈነጥቅበት ምንም አይነት የደመና ሽፋን ወይም ደግሞ የደመና ግርዶሽ የሌለበት ወቅት ነው ማለት ነው። ስለዚህ መስከረም እንደው ትልቅ ተስፋ የሚጣልበት እንዲሁ ስናየው። የዱር እንግዲህ ውጭ ከብት ስንጠብቅም ይሁን በየትኛውም አጋጣሚ ለምሳሌ መስከረም ላይ ወጠን ራብ ራሱ አይርበንም። ለምን እንግዲህ እነዚህ የተለያዩ የሰበል አይነቶች እሸታቸው ሊበላ የሚችሉ እንደ ባቄላ አጠር ወይም ደግሞ ሌሎቹ እንግዲህ በቆሎ እሸት ሊሆን ይችላል። ብቻ የትኛውም አይነት እሸት እህል ማለት ነው እሸት የሚደርስበት ነው። ስለዚህ እነዚህን እሸት እየበላን ቤታችንን ጭራሽ አናስበውም በመስከረም ወቅት ማለት ነው። እና መስከረምን እንደው በጣም በተለየ ሁኔታ በተለይ ህፃናቱ በቃ ደስ ብሏቸው የሚያሳልፉት ወር ነው ማለት ነው። ያ ማለት ምን ማለት ነው? ከብት ጥበቃ ላይ በተለይ ከብት ጥበቃ ሜዳ የሚውል ሰው እቤትህን መጥቶም ሰውን እንዳይበላም የሚያቆየው የለም። ስለዚህ ምግብ አይራብም በመስከረም ወቅት ያው ባለበት አካባቢ እሸት እየቀጠፈ ስለሚበላ ህዳር ስለሌለበት መስከረም መስከረም። በመስከረም ሆዴ እየተባለ የሆነ በአንድ በቆሎ ራስ የሚሞለው ሆዴ እየተባለ ይዘፈንለታል ያ ምንድነው? በቃ የትም ቦታ ብሄድም ቦታው ሁሉ እሸት ያፈራ ስለሆነ ከዚያ እሸት እየበላሁኝ አልቸገርም። መስከረም ለኔ ምቹ የሆነ ተሁሉም ወራት ምቹ የሆነ ወቅት ነው ወር ነው። እያለ ወሩን እያመሰገነ የሚታይ

እሺ አመሰግናለሁ አሁንም ቢሆን እንግዲህ በመጀመሪያ ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ የምትሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ? ኢንቨስትመንት ይላል ዋው ደስ የሚል ቃል ነው። ምናልባት እንግዲህ ኢንቨስትመንት ስንል በአእምሮአችን የሚመጣው ነገር። ምን ያክል እንግዲህ ካፒታል የብር መጠን ወይም ደግሞ የገንዘብ ወይም የሪሶርስ መጠንን ነው። እንዲሁ ዝም ብለን የምንረዳው ወደ አእምሮአችን የሚመጣ። ስለዚህ ኢንቨስትመንት ስንል ምናልባትም እንግዲህ ድርጅት አዳዲስ ድርጅቶችን ለማቋቋም ሊሆን ይችላል ወይም ደግሞ ከዚህ በፊት ተቋቁሞ የነበሩ ድርጅቶችን ለማስፋፋትም ሊሆን ይችላል። በአዲስ መልክ ማለት ነው ያ ማለት ምንድነው? በአዲስ መልክ ለማስፋፋት ስንሞክር ምናልባትም ቴክኖሎጂን ተጠቅመን ወይም ደግሞ እንግዲህ እንደየዘመኑ እውቀታችንን እውቀታችንንም እንደዚሁ በየጊዜው ከልምድ አንፃር ከተሞክሮ የተለያዩ ነገሮችን ስናይ እንግዲህ የተለየ እውቀት ይዘን እንመጣለን ማለት ነው። ስለዚህ አንድም ካፒታላችንን ተጠቅመን በከዛም በተጨማሪ እውቀታችንን እንግዲህ ከልምድ አንፃር በማዳበር ማለት ነው። ስለዚህ ቴክኖሎጂውን በመጠቀም ማለት ነው ትርፍ ለማግኘት የሚደረግ የገንዘብ ወይም ደግሞ የሀብት ለማግኘት የሚደረግ የገንዘብ ፈሰስ ማለት ነው። ስለዚህ ኢንቨስትመንት ሲባል የከሌ ኢንቨስትመንት ሲባል አሁን ለምሳሌ የወር ለምሳሌ እኛ አካባቢ የወርቁ አይተነው የሚባል አንድ ትልቅ ባለሀብት አለ። ይሄ ትልቅ ባለሀብት ማለት ነው። እዚህ በእኛ አካባቢ ላይ የተለያዩ ፋፍሪካዎችን እንግዲህ እገነባለሁኝ ብሎ አሰበና እንግዲህ ይህንን ያሰበበት አንድም እውቀት ስላለው ነው። ሁለት ሁለቱም ደግሞ ቴክኖሎጂውን እሱ ለቴክኖሎጂው አዲስ ስላልሆነ በቴክኖሎጂው ያደገ ሰው ስለሆነ ነው። ሶስትም ከዚህ በተጨማሪ ደግሞ ካፒታል በቃ ሀብታም ስለሆነ። ምንድነው? አለ እንግዲህ በጣም በስፋት እንግዲህ ቦታ አስፈቀደ ያንን ቦታ ካስፈቀደ በኋላ የግድ ካፒታል ስለሚያስፈልግ ማለት ነው። ከዚያ በኋላ ምንድነው? አካባቢውን ሊጠቅም ይችላል አካባቢውን ማህበረሰብ ሊጠቅም ይችላል ብሎ ያሰበውን አንድ የስራ ድርጅት እንግዲህ ምን ይላል ማለት ነው። ይፈጥርና ወይም ደግሞ በራሱ ህሊና ይቀርጽና ያንን በዚያ በተፈቀደለት ቦታ ውስጥ በመገንባት ማለት ነው። ከዚያ በኋላ ምርት እያመረተ ያን የሚያመርተውን ምርት ደግሞ እንደአስፈላጊነቱ እንግዲህ ለአካባቢው ማህበረሰብ ያው ይሸጣል ማለት ነው። ይሸጣል ይለውጣል ማለት ነው። እሱ ምርት ያመርታል ሌላው ይጠቀማል ማለት ነው። ስለዚህ እንግዲህ ኢንቨስትመንት ስንል ይህንን ስራ ለመስራት እጅግ በጣም ብዙ እጅግ በጣም ዘርፈ ብዙ ስራዎች ይሰራሉ። እንግዲህ ከቀን ሰራተኛ ጀምሮ እንግዲህ ቴክኒካል የሆነ ባለሙያ እጅግ በጣም አስፈላጊ ነው። ምክንያቱም ይሄ እንግዲህ ትላልቅ ኢንዱስትሪዎች ናቸው። ሊሆኑ የሚችሉት እነዚህ ኢንዱስትሪዎች ደግሞ ማሽን ናቸው በአጭር ጊዜ ውስጥ ብዙ ምርት የሚሰጡ ናቸው። እንደዚህ ከሆነ እነዚህን የነዚህን ማሽኖች ደህንነት የሚቆጣጠር የነዚህን ማሽኖች ሲበላሹ ራሱ በቀላሉ ጥገና ሊያደርግ የሚችል የጥገና ባለሙያ። እንደዚሁም ደግሞ እጅግ በጣም ሲበዛ የጉልበት ስራ የሚያጠይቅ ብዙ አይነት ስራዎች ይኖራሉ። እነዚህን ሁሉ ታሳቢ በማድረግ ምን ያክል የሰው ሀይል እንደሚያስፈልገው? ምን ያክል ለዚያ የሰው ሀይል ለእያንዳንዱ የሰው ሀይል እንደየ ስራ። እንደየ ስራ ሀላፊነቱ ወይም ደግሞ እንደ ስራው ክፍደት እና ቅለት። ምን ምን ያህል ደሞዝ ከፍዬ ምን ያህል ደሞዝ እንደው እንደ አጠቃላይ በወር ምን ያህል ደሞዝ ከፍዬ ምን ያክል ደግሞ እኔ አገኛለሁ የተጣራ የሚለውን ሁሉ ይሄንን ታሳቢ በማድረግ ነው። እንግዲህ ኢንቨስትመንት ሲባል እንትን የሚባለው ከዚያ በኋላ ምንድነው? እነዚህን በተለያዩ ዘርፎች ለምሳሌ ዘይት ፋፍሪካ ሊሆን ይችላል ወይም ደግሞ የጫማ ፋፍሪካ ሊሆን ይችላል ወይም ደግሞ የመኪና መገጣጠም መገጣጠሚያ ፋፍሪካ ሊሆን ይችላል። ወይም ደግሞ ዳቦ ማከፋፈያ ፋፍሪካ ሊሆን ይችላል። ብቻ ምንድነው ሰውየው ፍላጎቱ ባደረበ ያደረበትን የኢንዱስትሪ አይነት ለመገንባት እና ስራ ለማስጀመር እንግዲህ የሚለቀቅ የገንዘብ መጠን ማለት ነው። ኢንቨስትመንት ስንል ማለት ነው። የገንዘብ ፍሰትን ነው የሚያመለክት ወይም የሀብት ፍሰትን ያመለክታል። ከዚያ በኋላ ይሄ ሀብት ካለ እነዚህ ቅድም የገለጽኳቸው እያንዳንዳቸው የተለያዩ ሙያዎች ናቸው። በእነዚያ በተለያዩ ሙያዎች እንግዲህ የሚሰራው ስራ ምናልባትም አሁን ለምሳሌ ዘይት ለመጭመቅ ይሆናል። ለምሳሌ ስለዚህ ዘይት ለመጭመቅ እንግዲህ አንደኛ ዘይቱ። ከምንድነው የሚጨመቀው? የሚለው ሌላ ጥሬ እቃው። የት አለ? በምን ያህል መጠን አገኛለሁ። የሚለው ሌላ ጥያቄ ይሁን? እንደገና እሱንስ እንዴት? እንግዲህ ወደ ማሽኑ ማሽኑ ላይ ቀጥታ ዝም ብሎ ይሄንን ጥሬ እቃ የለም። የሚጠቀሙ ብዙ ይሄንን ጥሬ እቃውን ንጹህ የማድረግ የማጽዳት ስራዎችን ይጠይቃል። ስለዚህ የጥሬቃ ሲጸዳ። ምን አይነት የሰው ጉልበት ያስፈልገኛል? የሚል እንግዲህ ሌላ ትንታኔ ይሆናል ማለት ነው። ስለዚህ እንደው ጠቅለል ስናደርገው ሀሳቡን እንግዲህ ኢንቨስትመንት ስንል። ገንዘብን እውቀትን

እሺ አመሰግናለሁ። አሁን በቀጥታ ወደ ቃለ መጠይቅ እሄዳለሁ ማለት ነው። ቃለ መጠይቁ ምን ይላል "ቃለ መጠይቅ ይላል" ራሱ እንዴት ሰው ገጠመኙ የሚገርም ነው። እኔ ቃለመጠይቅ ላነብ ሄድኩኝ እሱም ራሱ ቃለመጠይቅ ጠየቀኝ ማለት ነው። ዞሮም ችግር የለውም እንግዲህ መልስ መስጠት እችላለሁ ማለት ነው። ቃለመጠየቅ ማለት ምን ማለት ነው? ቃለመጠየቅስ ለምን አስፈለገ የሚሉትን እነዚህን እንደው አጫጭር ጥያቄዎች መልስ እሰጥና ምናልባት ጊዜ ካለኝም ተጨማሪ ሀሳብ የማነሳ ይሆናል ማለት ነው። አሁን ወደ ትንታኔው ቃለመጠይቅ ማለት እንግዲህ በመጀመሪያ ደረጃ ስለ አንድ ነገር ምንነት ማንነት ለማወቅ ወይም ደግሞ ለመረዳት ወይም ደግሞ መረጃ ለማግኘት ማለት ነው። ሰዎቹ የተለያዩ ጥያቄዎችን እንግዲህ 'ፎርሙሌት' ያደርጉና ወይም ደግሞ የተለያዩ ጥያቄዎችን 'ዶክመንትድ' አድርገው ይጽፉና ማለት ነው እነዚያን ጽሁፎች አንድም በጽሁፎችን በማሰራጨት ለሰዎች በመስጠት በነዚያን በዚያ እነዚያን ቃለ መጠይቆች እያነበበ ሰው መልስ እንዲሰጥ ያደርጉና ከዚያ በኋላ መልሰው ያንን ቃለመጠይቅ በመሰብሰብና የቃለመጠይቁን መልሰው በመሰብሰብ እያንዳንዱ ቃለ መጠይቅ ወይም ደግሞ እያንዳንዱ ተጠያቂ ቃለ ቃለ መጠይቅ የተደረገለት ሰው ማለት ነው የሰጠውን መልስ ተሰብስቦ የሆነ እንግዲህ በተለይ በ'ስታስቲክስ' ትምህርት ማለት ነው ራሱን የቻለ ለምርምር ስራ አናለሲስ ይሰራበታል በዋናነት ግን እንግዲህ ቃለመጠይቅ ስንል ቅድም እንደገለጽኩትኝ ስለአንድ ነገር ምንነት ማንነት እንዴት እንደተፈጸመ ማን እንደፈጸመውም ሊሆን ይችላል ወይም ደግሞ አንድ ነገር ምን እንደሆነ መረጃ እንግዲህ ለማወቅ ወይም ደግሞ ስለዚህ ያ ነገር ትንታኔ ለመስጠት ሊሆን ይችላል ስለዚህ ያ ነገር ቅርብ ነው ወይም ደግሞ ያንን ነገር በግልጽ ያውቀዋል ተብሎ የሚታሰብን አካል ማለት ነው። እንግዲህ የተለያዩ መጠይቆች ይደረግለታል ማለት ነው ቃለ መጠይቅ ይደረግለታል። ስለዚህ ያ ያ ሰው ደግሞ ለዚያ እንደሚጠየቀው ነገር በጣም ቅርብ የሆነ መሆን አለበት። ከዚያ በኋላ እንግዲህ ይሄ ቃለ መጠየቅ ቅድም በገለጽኩት መልክ አንድም በጽሁፍ መልክ ቀርቦ በጽሁፍ መልስ እንዲሰጥ ሊሆን ይችላል። በሌላ መልኩ ደግሞ እንግዲህ ይሄ ቃለ መጠየቅ አቅራቢው ጠያቂው አካል ማለት ነው ይሄንን ተጠያቂውን ቃለመጠይቅ የሚጠየቀውን ሰውዬ በአካል ሄዶ እያንዳንዱን ቃል በቃል እየጠየቀ እንደዚሁም እንግዲህ ተጠያቂው አካል ቃል የሚሰጠውን መልስ ደግሞ እየመዘገበ እየያዘ ቃለመጠይቅ በዚህ መልክ ይደረጋል ማለት ነው። ስለዚህ ቃለመጠይቅ ትርጉሙ ይሄ ሲሆን ቃለመጠይቅ ማድረግ ለምን አስፈለገ? ለሚለው ጥያቄ ደግሞ እንግዲህ የቃለ መጠይቅ ሰዎች ብዙ ጊዜ የሚያደርጉት ምንድነው ስለ አንድ ነገር ማንነት ወይም ምንነት ወይም ደግሞ ስለ አንድ ነገር አፈጻጸም ሊሆን ይችላል ወይም ደግሞ ስለዚያ ነገር መሰረታዊ ያመጣጥ ሊሆን ይችላል ዙሮ እንግዲህ በአንድ ርዕሰ ጉዳይ ላይ ጥልቅ የሆነ ትንታኔ ወይም ደግሞ ማብራሪያ ለመስጠት እንግዲህ ስለ ምንነቱ መረጃ ለማወቅ አስፈላጊ ሆኖ ሲገኝ ስለዚህ ያ ነገር ተጨባጭ በሆነ መልኩ መረጃን እንግዲህ ሰንዶ ለማስቀመጥ ሲባል ቃለመጠየቅ ይደረጋል ማለት ነው። ስለዚህ ቃለመጠየቅ የሚደረግላቸው አካላት ደግሞ ስለሚጠየቁት ነገር ትክክለኛ የሆነ መልስ እና እንደዚሁም ደግሞ በተጨባጭ የሚያውቁትን እና የሚ ወይም የሚያውቁትን ወይም ያዩትን ወይም ደግሞ የሚረዱትን በግልጽ መስጠት አለባቸው። ስለዚህ በይመስለኛል ብቻ የሚነገር ከሆነ እና ወይም ደግሞ በጥርጣሬ መንፈስ ሆኖ የሚሰጥ እንግዲህ እንዲህ አይነት የቃለ መጠየቅ መልስ ምናልባትም እንግዲህ ይሄንን ትንታኔ ለሚሰራ አካል ማለት ነው እንግዲህ የምርምር ስራው እንዲበላሽበት ወይም ደግሞ ውድቅ እንዲሆንበት ወይም ደግሞ የሆነ ፋላሲ ነገር እንዲፈጠር ያደርግበታል ማለት ነው እና በዚህ አጋጣሚ እንግዲህ ብዙ ጊዜ ቃለመጠይቅ የሚደረግላቸው ሰዎች በዋናነት ምንድነው የምትሰጡት መልስ እንደው በተቻለ መጠን ማለት ነው እውነተኛና እውነታ ላይ ብቻ መሰረት ያደረገ እንዲሆን በዚህ አጋጣሚ እኔ እንደው ጠንከር ያለ ምክር አዘል እንግዲህ ምክር አዘል የሆነ አስተያየት በዚህ አጋጣሚ እሰጣለሁ ማለት ነው። እና ብዙ ጊዜ እንግዲህ እኛም ቢሮአችን ቁጭ ብለን የተለያዩ ሰዎች እየመጡ ቃለመጠይቅ ያደርጉልናል እንግዲህ የሚያደርጉልን ቃለመጠይቅ ምናልባትም ከተማሪዎች የትምህርት አፈጻጸም ጋር በተያያዘ ሊሆን ይችላል ወይም ደግሞ እንግዲህ ከሰራተኞች ማለትም ከመምህራን ጋር በተያያዘ ሊሆን ይችላል ወይም ደግሞ ብቻ በተለያዩ እርሰ ጉዳዮች ላይ የተለያዩ ቃለ መጠይቆችን ሊያደርጉልን ይችላሉ ማለት ነው። ስለዚህ ቃለ መጠይቅ የሚደረግለት እኔ ለምሳሌ እንደ ሀላፊነቴ እንደ ትምህርት ክፍል ሀላፊነቴ ልዩ ልዩ የሆኑ ቃለ መጠይቆች እየመጡ ቃለመጠይቅ የሚያቀርቡ ሰዎች እየመጡ ይጠይቁኛል ያ ደግሞ ምንድን በዋናነት እንግዲህ ከሀላፊነቴ ጋር በተያያዙ ያሉ ርዕሰ ጉዳዮችን በጥልቅ እንዲተነትን

እሺ አመሰግናለሁ አሁን ቀጥታ ወደ ጥያቄው ፖሊስ ደውል ይላል። ፖሊስ ደውል የሚለው በቋንቋ ሰዋሰዋዊ መዋቅር መሰረት ማለት ነው ትክክለኛ ትርጉም ስለሌለው። ፖሊስ ደውል ሳይሆን ለፖሊስ ደውል ተውሎ። ቢነገር ትክክለኛ ትርጉም ያለው አረፍተ ነገር ይሆናል። ፖሊስ ደውል ግን ምንም አይነት ትርጉም የለውም። ዝም ብሎ ቃላቱ እንዲሁ ዝም ብሎ ተደረደሩ እንጂ ትርጉም ያለው ቃል አይሆንም። ዝሮ ዝሮ ለፖሊስ ደውል ማለት ምን ማለት ነው? እንደዚሁ ፖሊስ ማለትስ ምን ማለት ነው የፖሊስ ዋና ዋና ተግባራት ምንድን ናቸው? የሚሉትን እና ሌሎቹንም እንግዲህ ማነው ሌሎቹንም ትንታኔ በዚች አጭር ደቂቃ ውስጥ የምንሰጥ ይሆናል ማለት ነው። አሁን ወደ ትንታኔው። ፖሊስ ስንል እንግዲህ ከየትኛውም የፖለቲካ ፓርቲ ነፃ የሆነ የህዝብ ደጀን ማለት ነው። ወይም ደግሞ ለአንድ ሀገር በቃ። ለአንድ ሀገር ዜጎች። ንጹህ የሆነ ማለትም በምንም አይነት ሙስና ያልተነካካ ወይም ደግሞ ከየትኛውም የፖለቲካ ፓርቲ ግንኙነት የሌለው ነገር ግን የሀገር እንደህንነት እና ሰላም ለማስከበር ወይም ለማስጠበቅ። ትልቅ ተልእኮና ራዕይ ይዞ የሚሰራ የመንግስት ሰራተኛ ወይም ደግሞ ቅጥረኛ ነው ማለት ነው። እንግዲህ ፖሊስ ሲባል ማለት ነው። ስለዚህ ለፖሊስ ደውል ስንልስ ምን ማለታችን ነው? ስንል እንግዲህ አሁን ፖሊስ ማለት ምን ማለት እንደሆነ በዚህ ልክ ማብራሪያውን ወይም ደግሞ ትርጉሙን ከሰጠሁኝ። እንግዲህ ዋና ዋና የፖሊስ ስራዎቹ ምንድን ናቸው በዚያች ሀገር ውስጥ ወይም ደግሞ እሱ በተመደበበት አካባቢ ማለት ነው። እንደዚህ ሁከት የሚፈጥሩ ችግር የሚፈጥሩ ወይም ደግሞ የትኛውም አይነት ወንጀል የሚሰሩ ሰዎችን በቀጥታ በገቡበት ገብቶ ህግ ቁጥጥር ውስጥ እንዲሆኑ ወይም ደግሞ በህግ ቁጥጥር ውስጥ እንዲውሉ። በቀጥታ ማለት ነው እነዚህን ሰዎች በቀጥታ ሄዶ በመያዝ ማለት ነው ለህግ ቁጥጥር በህግ ቁጥጥር እንዲውሉ ለህግ ክፍል ማስረከብ ነው ዋና ተግባሩ ማለት ነው። ስለዚህ እንግዲህ የፖሊስ ዋና ተግባሩ ይሄ ከሆነ ምንድነው? ለፖሊስ ደወልኩ ሲል ምንድን ማለታችን ነው ትእዛዛዊ አረፍተ ነገር ነው። እንግዲህ ይሄ ለፖሊስ ደውል ስንል በመጀመሪያ ደረጃ ትእዛዛዊ አረፍተ ነገር ነው። ምክንያቱም ለፖሊሱ ደውልለት ያልን ነው ማለት ነው። ስለዚህ የሚደወልለት ደግሞ ለምንድነው ብለን ብንጠይቅ? ምናልባትም እንግዲህ ይህንን ቃል የተናገረው አካል ማለት ነው እዚህ አካባቢ ህገወጥ የሆነ ስራ እየተፈጸመ ህገወጥ የሆነ ተግባር እየተከናወነ ወይም እየተፈጸመ ነው ያለ ማለት ነው። ስለዚህ ህገወጥ የሆነን ነገር ሁሉ በቀጥታ በቁጥጥር ስር አውሎ ለህግ የሚያቀርብ የትኛው የመንግስት አካል ነው ማለት ነው። ፖሊስ እሚባለው ማለት ነው። ስለዚህ ለፖሊስ ደውል ማለት እንግዲህ እዚህ በዚህ ይህን ንግግር የተናገረው አካል እዚህ አካባቢ ላይ ምንድነው ህገወጥ ስራ ሲሰራ አይቷል። ወይም ደግሞ የግለሰቦች ንብረት ሲዘረፍ ወይም ደግሞ ግለሰቡ በሆነ እንግዲህ በትዕቢተኛ ሊሆን ይችላል ወይም ደግሞ በጉልበተኛ ሰው አዳጋ ሲደርስበት ወይም ደግሞ ብቻ የሆነ ችግር ሲፈጠር ይሄ ሰው አይቷል ማለት ነው። ስላየህ ምንድነው? ለዚያ ችግር መፍትሄ ይሰጥ ዘንድ ወይም ደግሞ ይሄንን ይሄን ወንጀል ወይም ደግሞ ይህንን ህገወጥ የሆነ ተግባር የሚፈጽም አካል በቀጥታ በፖሊስ ቁጥጥር ውስጥ ውሎ ህግ ፊት እንዲቀርብ። መጀመሪያ መረጃውን ለፖሊስ ንገር እየተባለ ነው ማለት ነው። ስለዚህ ለፖሊስ ደውል ማለት ያ ፖሊስ እንግዲህ ይደወልና እንዲህ አይነት ወንጀል እዚህ ቦታ ላይ እየተፈጸመ ስለሆነ። ቶሎ ብለህ በመምጣት ይሄንን ይህን ወንጀል የሚፈጽም አካል በቀጥታ ቁጥጥር ላይ አውለህ ለህግ ወይም ደግሞ ለህግ ክፍል እንድታስረክብ። ይኸው ይኸው መልእክቴ ነው ብሎ ይደውልለታል ማለት ነው ስለዚህ መረጃ እየሰጠው ነው ማለት ነው። ለፖሊስ ይደውል ማለት መረጃውን ለፖሊስ ስጥ ከዚያ በኋላ ይህንን ሀላፊነት ፖሊስ ይወስድና። የውስረውን በፖሊስ በኩል የሚያልቅ ይሆናል ለማለት ነው። ስለዚህ በዚህ አጋጣሚ ማለት ነው ፖሊሶቹ እንግዲህ አንድም ስራቸው ስለሆነ ሁለትም ደግሞ ሀገርን መጠበቅ እንግዲህ ከምንም በላይ ነውና የማህበረሰብን ደህንነት ሰላም ማስከበር። ዋና እንግዲህ የፖሊስ ተልእኮ የፖሊስ ስራ ተልዕኮው ነውና። እንዲህ አይነት ተግባር። ወይም ደግሞ እንዲህ አይነት ወንጀል ሲፈጸም። ወደ ኋላ የሚሉበት ምንም አይነት እንግዲህ መንገድ የለም። እና በቀጥታ ምንድነው ይሄንን መረጃ እንደሰማ። ምናልባትም እንግዲህ ይሄ ፖሊስ በቻለው መጠን ማለት ነው። በእግሩም ሩጦ ሊሆን ይችላል ወይም ደግሞ እንግዲህ ተሽከርካሪ ማሽን ተጠቅሞም ሊሆን ይችላል። ከመቅጽበት ምን ያደርጋል ማለት ነው እዚያ ይሄ ወንጀል እየተፈጸመ ባለበት ቦታ ከች ይላል ማለት ነው። ስለዚህ እዚያ በመድረስ እንግዲህ ይሄንን ወንጀል ወይም ደግሞ ይሄን ህገወጥ የሚሰራ ህገወጥ ተግባር የሚፈጽም አካል በቀጥታ ቁጥጥር ውስጥ ያውልና። እጅ እግሩን እጁን አስሮ ሊሆን ይችላል ብቻ እንደሚያስፈልግነቱ ነው እንደፈጸመው ወንጌል ሊሆን ይችላል። የማጣራት ስራ እሚባል እዚህ ጋ በህግ ነው እሚያጣራው እንጂ ፖሊስ አይደለም ወንጀል ፈጽሟል ከተባለ። የት ቦታ በምን ሰዓት የሚሉትን እንግዲህ ፍርድ ቤት ነው ያን እሚፈታው ቀጥታ ወስዶ ፍርድ ቤት ያስረዳል

እሺ አመሰግናለሁ አሁን በቀጥታ ወደ ቃለ መጠይቁ እሄዳለሁ ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላም የመልስ ትንታኔ ወይም ማብራሪያ እሰጣለሁ። ማለት ነው ወደ ቃል መጠይቁ አጋር ይላል አጋር ማለት ምን ማለት ነው? አጋርስ የሚያስፈልገው ለምንድነው የሚሉና ሌሎቹን እንግዲህ ምናልባት ጊዜ ካለኝ ሌሎችንም ጥያቄ እያነሳሁኝ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ትንታኔው። ስለዚህ አጋር ማለት ምን ማለታችን ነው? ተብሎ ሲጠየቅ አጋር አንድም አጋዥ ተባባሪ ወይም ደግሞ አንድን ስራ ለመስራት ማለት ነው። ወይም ደግሞ አንድን ተግባር ለመፈጸም። ወይም ደግሞ በአንድ ጉዳይ ላይ ወይም ደግሞ በአንድ ጉዳይ ወይም ስራ ላይ ማለት ነው። ግብ ላይ ወይም ደግሞ አብሮ የሚሰራ የሚረዳ ወይም የሚደግፍና አጋዥ የሆነ አካል ወይም ሰው ሊሆን ይችላል ማለት ነው። አጋር ስንል ለምሳሌ ምንድነው? ባልና ሚስት ምንድን ናቸው አጋራሞች ናቸው። የማነው የህይወት አጋር ተብሎ ሲጠላ ነው። ለምሳሌ የህይወት አጋርሽ ማነው? ማለት አብሮሽ የሚረዳሽ የሚተባበርሽ የሚያግዝሽ እንግዲህ የእለት ከእለት ህይወትሽን እንድትመሪ። ከጎንሽ በመቆም በሁሉ ነገርሽ አብሮ የሚሰለፍ የሚያግዝሽ የሚረዳሽ የሚያበረታታሽ አካል ማነው ባልሽ ማነው እያሏት ነው ማለት ነው። ስለዚህ የህይወት አጋርሽ ማነው ሲባል ምንድነው? እንግዲህ ካንቺ ጋራ አብሮ የሚወጣ የሚገባ በየትኛውም ያንቺ ስራ ውስጥ ምንድነው? ትልቅ አስተዋጽኦ በማድረግ ስራሽን በአጭር ጊዜ እና በተቀላጠፈ ሁኔታ እንድትሰሪ ወይም ደግሞ እንግዲህ ከዚህ አለም ውጣ ውረድ ጭንቀት ውስጥ። በቀላሉ እንግዲህ ሀሳብሽን የሚጋራሽ ወይም ደግሞ የሚረዳሽ የሚያግዝሽ በሀሳብም ሊሆን ይችላል በጉልበትም ሊሆን ይችላል ወይም ደግሞ በየትኛውም ሁኔታ ማለት ነው። የሚረዳሽ የሚተባበርሽ የሚያግዝሽ ማነው እያላት ነው ማለት ነው። ያ ማለት ደግሞ ምንም ጥያቄ የሌለው የህይወት አጋር ሲባል ባሏን እየጠየቃት ነው ማለት ነው። ለምሳሌ ወንድየውንም ቢሆን የህይወት አጋርህ ማን ናት? ተብሎ ከተጠየቀ ማነው ወይም ማን ናት? ማን ናት? ለወንዱ ተብሎ ሲጠየቅ ነው ማለት ወንዱ ሲጠየቅ ሴቷን እንዲመልሱ ነው። የህይወት አጋርሽ ማነው ከተባለች ደግሞ ባሏን ነው የምትናገር ማለት ነው። የህይወት አጋርህ ማን ናት ከተባለ ደግሞ ሚስቱን ነው ሰውየው ነው የሚናገር ማለት ነው። ስለዚህ አጋር ማለት እንደው እንደ አጠቃላይ ምንድነው? ማለት ነው። ማነው አንድን ርዕሰ ጉዳይ ለመፈጸም ለመከውን ወይም ደግሞ ለመስራት ማለት ነው። ያንን ስራ ለመስራት የግዴታ አብሮህ የሚተባበርህ አብሮ የሚያግዝህ አብሮ የሚያበረታታህ አብሮ የሚያጠናክርህ። በሀሳብም ሊሆን ይችላል በጉልበትም ሊሆን ይችላል ብቻ በቻለው መጠን። ካንተ ጋር አብሮ የሚወጣ የሚገባ እንዳንተ እንግዲህ አብሮ አክት የሚያደርግ ማለት አንተን መስሎ የሚኖር አካል ማለት ነው። ስለዚህ በዋናነት ማለት ነው እንግዲህ የህይወት አጋር ሲባል ባልና ሚስቶችን ብቻ ናቸው። እንግዲህ ትልቁን የቦታ ወይም ደግሞ አጋር በሚለው ላይ ትልቁን የድርሻ የሚወስደው ማን ይሆናል ማለት ነው። ባልና ሚስት ይሆናል ማለት ነው። ሌላው እንግዲህ በድግሪው እየቀነሰ እየቀነሰ ይመጣል ምናልባትም አሁን ለምሳሌ። ስራ ቦታ ላይ ይሄንን ስራ የሚሰራ የስራ ሀገርህ ማነው? ቢባል ለምሳሌ እስከተወሰነ ድረስ ለምሳሌ የሁላችንም ሀላፊነት ቢኖረንም እንኳን ነገር ግን ሁለታችንም ስለ አንድ ነገር ስለሆነ የምንሰራው ያም የስራ አጋሬ ወይም ረዳቴ ነው ማለት ነው። በዚህ መልክ መግለጽ እንችላለን። ግን እንደው ትልቁን ቦታ የሚወስደው ግን። ምንድነው? ባልና ሚስት ናቸው ማለት ነው። ባልና ሚስት በቃ። ተፈጥሮ ሲጀመር ባልና ሚስት ማለት አንድ አካል ናቸው እስከተባለ ድረስ አንድ አካል እስከሆኑ ድረስ ደግሞ በቃ እንደ አጋር ብቻ ሳይሆን ራሳቸው አንድ አካል ናቸው ማለት ይቻላል ማለት ነው። በዚህ በዚህ ትንታኔ ስናየው ስለዚህ አጋር የሚለውን እንደው ጠቅለል አርገን ስናየው ማለት ነው። ረዳት እንግዲህ ለምሳሌ አሁን በንግድ ዘርፍም ሊሆን ይችላል። ለምሳሌ ይህንን እና አስመጫ አለ ለምሳሌ አንድ ባለሀብት ከውጭ ምናልባትም የሆነ ነገር ያስገባል ከዚህ ደግሞ ወደ ውጭ የሆነ ነገር ይልካል ማለት ነው። ይሄ ላኪና አስመጪ ይሄንን ስራ ለመስራት እንግዲህ በስራው ማለት ነው። አጋር የስራው ረዳት ወይም ደግሞ አጋዥ ይፈልጋል። ስለዚህ የዚህ ስራ አጋርህ ግን ማነው የሚተባበርህ ማለት ነው። የሚተባበርህ ወይም የሚረዳ ወይም ደግሞ ይሄን ስራ እንድትሰራ። እንግዲህ የተለየ አስተዋጽኦ የሚያደርግልህ እዚያ ነገሮቹን በሰአቱ እንዲፈጸሙ በሰአቱ እንዲከናወኑ መቼም እንግዲህ ላኪና አስመጪ ሲባል በቀጥታ እዚህ ሆኖ እያዘዘ ላይሆን ይችላል። እዚያም እንግዲህ የተወሰኑ እንግዲህ ይሄ ፕሮክራሲ የሚባል ነገር አለ። እሱን የማስፈጸም ስራ የሚከውን ሌላ አንድ እሱን መሰል ወይም ደግሞ እንደሱ አብሮ እየረዳው አብሮት የሚተባበረው አካል ይኖራል ማለት ነው። እና የዚህ ስራ ግን አጋርህ ማነው ተብሎ ሲጠየቅ። በምንድነው ይሄን ስራ ለመስራት አብሮ አብሮ የሚሰራው ጓደኛው

እሺ አመሰግናለሁ አሁን በቀጥታ ወደ ቃለ መጠይቁ እንሄዳለን ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ የመልስ ትንታኔየን እሰጣለሁ ማለት ነው። አሁን ወደ ቃለ መጠይቁ። ቃለ መጠይቁ ምን ይላል መናገር ይላል? እንግዲህ እንደሚታወቀው የአንድ ሰው ማለት ነው። ለአንድ ቋንቋ አራት የተለያዩ ክህሎቶች አሉት እንግዲህ እነዚህን ክህሎቶች አንድ ሰው ቋንቋውን በትክክል ይናገረዋል ሲባል። ማነው ቋንቋውን በትክክል ይችለዋል ሲባል ማለት ነው? አራቱን ክህሎቶች የቋንቋ ክህሎቶች መቻል አለበት ማለት ነው። እነዚህም ማንበብ መጻፍ መናገር እና ማዳመጥ ይሆናሉ ማለት ነው። ስለዚህ ከአራቱ ክህሎቶች ውስጥ አንዱ መናገር ይሆናል ማለት ነው። ስለዚህ መናገር ስንል ደግሞ ምን ማለት ነው ስንል? ስሜትን ወይም ደግሞ ሀሳብን ሊሆን ይችላል ወይም ደግሞ መረጃን በቃላት ወይም ደግሞ በድምጽ ወይም ደግሞ በንግግር። የመግለጽ ወይም ደግሞ ለሌሎቹ በዚህ ደረጃ የማስተላለፍ የማጋራት ወይም ደግሞ ምንድነው ነገሮችን ግልጽ በሆነ ቋንቋ ተጠቅሞ ድምጽ በመፍጠር በአንደበቱ ማለት ነው። ለሌሎች ማስረዳት መቻል ማለት ነው። ስለዚህ መናገር ስንል በዚህ ልክ ነው። ይህም ደግሞ ምንድነው የምንናገረው ነገር ስለአንድ ጉዳይ ሊሆን ይችላል። ለምሳሌ መድረክ ላይ ሊሆን ይችላል ፕሮግራም እየመራን እንግዲህ በዚያ የራሱን የቻለ ፕሮግራም ይኖረዋል ያንን መድረክ ስንመራ መቼም። እንግዲህ እሄ አንድ ርዕሰ ጉዳይ ይሆናል በዚያ ርዕሰ ጉዳይ ላይ ውይይት ለማድረግ እንግዲህ ያን ፕሮግራም የሚመራው ሰው በመጀመሪያ ደረጃ መድረክ ላይ ይወጣ እና የራሱን ንግግር ያደርጋል ማለት ነው። ያ ንግግሩ ምን ይባላል? መናገር ይሆናል ማለት ነው። ስለዚህ በዚያ ጉዳይ ላይ እንግዲህ በዚያ እርሰ ጉዳይ ላይ ምንድነው ሰውየው የራሱን ሀሳብ ድምጽ እየፈጠረ ወይም ወይም ደግሞ ድምጽ እያወጣ። በዚህ አርሰ ጉዳይ ላይ ያለውን ስሜቱን ሀሳቡን ወይም ደግሞ መረጃውን እንግዲህ ቃል በቃል ብትን አርጎ ትንትን አድርጎ ግልጽ አድርጎ ያስረዳል ማለት ነው። ከዚያ በኋላ ደግሞ ልክ እሱ በተናገረበት አውድና በገለጸበት መልኩ ሊሆን ይችላል። አድማጭ ደግሞ ምን ያደርጋል? እንደአስፈላጊነቱ ጥያቄም ሊጠይቅ ይችላል ወይም ደግሞ በዚያ ትንታኔ መሰረት ወይም በዚያ ንግግር መሰረት ማለት ነው። የሆነ ውሳኔ እንዲቀመጥም ሊደረግ ይችላል ማለት ነው። ስለዚህ ምንድነው መናገር ስንል? አንድም በሌላ መልኩም ደግሞ ከአራቱ የቋንቋ ክህሎቶች አንዱ ነው። ብለናል ከዚያ ደግሞ መናገር ስንል ደግሞ ራሱ ምንድነው ስንል ድምጽ እየፈጠርነ መልእክቱን ወይም ሀሳቡን ወይም ስሜትን አንድ ሰው በትክክል ለሌሎቹ መግለጽ ሲችል ወይም ደግሞ ማብራራት ሲችል ወይም ደግሞ ትንታኔ መስጠት ሲችል ማለት ነው። ለምሳሌ አሁን እኔ ምንድነው እሄ ቃለ መጠይቅ ተጠይቄያለሁኝ ምንም ምንድነው የሚለው መናገር ነው የሚለው ይሄንን የተጠየቁትን ካለመጠየቅ መናገር የሚለውን ካለመጠየቅ ማለት ነው። በድምጽ አንብቤ ያው በድምጽ እያሰመው ካነበብኩ በኋላ ማለት ነው። በዚህ መልኩ በምተነትንበት መልኩ ስለዚህ ርዕሰ ጉዳይ ማብራሪያ ወይም ደግሞ ትንታኔ እየሰጠሁ ነው ማለት እየሰጠሁ ነው ማለት ነው። ስለዚህ በዚህ የምሰጠውን ትንታኔ ደግሞ ሌሎቹ እንግዲህ ምናልባትም ይህንን አውዲዮ የሚከታተሉ ሰዎች ያው የቃለ መጠይቁን አዳምጠው ትንታኔውን ሲከታተሉ ማለት ነው። በቃ ስለዚህ ስለ ቃለ መጠይቁ እጅግ በጣም ግልጽ የሆነ የማያሻማ ወይም ደግሞ በቀላሉ እንዲረዱት የሚያደርግ ሀሳብ ነው ማለት ነው። ስለዚህ እኔ በዚህ ቃለ መጠይቅ ላይ ያለኝን ትንታኔ ማብራሪያ ወይም ደግሞ ምንድነው ጠቅላላ በዚህ ላይ ያለኝን ጉዳይ ግልጽ በሆነ ቋንቋ ማለት ነው። በቃ ግልጽ አድርጌ ለሌሎቹ እያጋራኋቸው ወይም ደግሞ እያሰረደኋቸው ወይም ደግሞ እየገለጽኩላቸው ነው ማለት ነው። ስለዚህ ይሄንን ገለጻ ደግሞ ተከታትሎ በዚህ ርዕሰ ጉዳይ ላይ ያለውን ነገር በደንብ በተመስጦ በማዳመጥና በመከታተል ምንድነው ይሆናል ማለት ነው። መጨረሻ ላይ ምናልባትም እሄ ውይይቱን የኔን ንግግር ሙሉ ሀሳብ መረዳት ይችሉ ይሆናል ወይም ደግሞ ሀሳቡን በከፊልህ እንዲይዙት ይችላሉ ዙሮ እሄ እንደየግለሰቡ ነገሮችን የመረዳት አቅም ይለያያል። ዞሮ ዞሮ ከዛ በኋላ ምንድነው ሊሆን የሚችለው የራሳቸውን እንግዲህ የንግግር የተደረገላቸው ሰዎች የራሳቸውን ውሳኔ እንዲወስኑ ያስችላል ወይም ደግሞ ውሳኔ እንዲወስኑ ያበቃቸዋል ማለት ነው። ስለዚህ እንግዲህ በዚህ ርዕስ ላይ ያለኝ ጠቅለል ያለ ሀሳብ እሄ ይሆናል ማለት ነው። እና መናገር ምናልባትም እንግዲህ በየትኛውም ቋንቋ ሊሆን ይችላል እነዚህ አራቱ መሰረታዊ ክህሎቶች የሚባሉት በዋናነት እንግዲህ አንድ ቋንቋ የአንድን ቋንቋ ተናገሪ የሆነ ሰው የቋንቋው ምን ያክል ምን ያህል ለቋንቋው መሰረታዊ ክህሎት አለው የሚለውን ለመለየት የምንጠቀምበት ከአራቱ ክህሎቶች አንዱ ይሆናል ማለት ነው። እንግዲህ ትንታኔን በዚህ ልክ ጨርሻለሁ በዚህ ርዕስ ላይ ማለት ነው። ዳግም በተለያዪ ርዕሶች

እሺ አመሰግናለሁ አሁንም ቢሆን እንግዲህ በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ለቃለ መጠየቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ። ሂሳብ ይላል እንግዲህ ሂሳብ ሲባል ሂሳብ የሚለውን ቃል እንግዲህ እንደሰማን ወይም ደግሞ እንዳዳመጥነን ወይም ደግሞ እንዳነበብነን ማለት ነው። በቀጥታ ወደ አእምሮአችን አእምሮአችን የሚያስበው ወይም ደግሞ አእምሮአችን ላይ በቀጥታ ክሊክ የሚያደርገው ወይም የሚመጣው ሀሳብ ምንድነው ማለት ነው። ሂሳብ ስንል መደመርን መቀነስን ማባዛትን ማካፈል እነዚህ መሰረታዊ የሚባሉ የሂሳብ ስሌቶችን ላይ ነው በቃ በመጀመሪያ ደረጃ። አእምሮአችን ሄዶ እንግዲህ ክሊክ የሚያደርገው ማለት ነው። ስለዚህ የሂሳብ ስንል እነዚህን ነገሮች መሰረት በማድረግ ስለ ነገሮቹ ስፋት ስለ ነገሮቹ ጥበት ስለ ነገሮቹ እርዝመት ስለ ነገሮቹ። ምን ያህል ጠባብ አጭር ረጅም እንደዚሁም ደግሞ ሌሎቹንም እንግዲህ የመጠን መለኪያ ዩኒቶችን እንዴት እያደረግን መግለጽ እንደምንችል የሚያስረዳን ወይም የሚተነትልን አንዱ ከተፈጥሮ ሳይንስ። ሳይንሶች አንዱ ሳይንስ ይሆናል ማለት ነው። ስለዚህ በዋናነት እንግዲህ ሂሳብ ስንል እነዚህ ቅድም የጠራኋቸውን አራቱ መሰረታዊ የሂሳብ ስሌቶችን ማለትም እንደ መደመር መቀነስ ማባዛት ማካፈልን አካቶ የሚይዝ ይሆናል ማለት ነው። ስለዚህ እነዚህን ስልቶች በመጠቀም ማለት ነው። የነገሮችን ስፋትና ጥበት እንለካለን ማለትም ስፋትና ጥበት ስንል እንግዲህ ምናልባትም በካሬ ሜትር ደረጃ ሊሆን ይችላል። በኪሎሜትር በኪሎሜትር በስኩዌር ኪሎሜትር ደረጃ ወይም ደግሞ በስኩዌር በስኬር ሜትድ ሊሆን ይችላል። ወይም ደግሞ ብቻ እንደ ነገሮቹ ትልቀት የመለኪያ ዩኒቶችም በዚሁ ልክ ይለያያሉ ማለት ነው። እና እንግዲህ ሂሳብ ስንል በዋናነት እነዚህ ነገሮች ታሳቢ በማድረግ ሌሎቹንም ስራዎች ቢሆን ማለት ነው የምንሰራ ይሆናል ማለት ነው። ለምሳሌ አሁን አንድ ነገር ቁመቱ ምን ያክል ነው ሲባል በቀጥታ የሚመጣልን ምንድነው? እርዝመቱ ማለት ነው እርዝመቱም በሜትር። ለምሳሌ የሰው ልጅ ቁመት የሚባል እንግዲህ ቢበዛ የሰው ልጅ ምናልባትም ቁመቱ ከሃምሳ ሳንቲም ይዞ እስከ ሁለት ሁለት ነጥብ አምስት ማለትም እስከ ሁለት ነጥብ ተኩል ድረስ ሊሄድ ይችላል ማለት ነው። እና ልክ እንደዚህ አሁን ይሄ በጣም በጣም ረጅም የማይባልም በጣም አጭር የማይባልም ስለዚህ ለዚህ ደግሞ ተመጣጣኝ የሆነ የርዝመት መለኪያ ዩኒቱ ምን ይሆናል ማለት ነው? ሜትር ይሆናል ማለት ነው እና ሂሳብ ስንል ብዙ ጊዜ ስለ ነገሮቹ እርዝማኔ ወይም እጥረት ስለ ነገሮቹ ስፋት ወይም ጥበት በካሬ ሜተር። በ ማነው በካሬ ሜትር በካሬ ኪሎ ሜትር ወይም ደግሞ? በማይል እያልነ ብቻ እንደየዩኒቶቹ አብሮ የሚለያይ ይሆናል ማለት ነው። ለምሳሌ የአንድን ሀገር ስፋት ብዬ ብጠይቅ መቼም ሀገር ሲባል በጣም ሰፊ ነገር ነው የሚሆነው። በሜትር ስኩዌርድ ሊገልጽ አይችልም ቁጥሩ በጣም ስለሚበዛ ስለዚህ በስኬር ኪሎሜትር ይገለጻል ማለት ነው። እና ሁሌም ቢሆን እንግዲህ እነዚህ መሰረታዊ የሚባሉ ስሌቶቹን እነዚህ ቅድም የገለፅኳቸው መደመር መቀነስ የሚባሉትን። ወደ አእምሮአችን የሚመጣው ምንድነው? ሁሌም ቢሆን ሂሳብ የሚባለው ነገር እነ እሱን ተች እንድናይ ወይም ደግሞ እነሱ ጋር በቀጥታ ግንኙነት ያለው የተፈጥሮ ሳይንስ ይሆናል ማለት ነው። እና ሂሳብ ብዙ ጊዜ እንግዲህ ሰዎቹ ከበድ የሚላቸው የትምህርት አይነት ነው። ይሄም ማለት ምናልባትም እንግዲህ ሳይንሱ ያን ያህል እንግዲህ ከሌሎቹ ትምህርት በተለየ ይከብዳል ማለት ሳይሆን። ነገሮችን የሚረዱበት አቅማቸው እንደየሰው አቅም ይለያያል። ለምሳሌ አንዳንድ ሰው ሂሳብ ቀለል ብሎት በቃ ዘና ብሎት የሚማር ትምህርት የሚማረው ትምህርት ሊሆን ይችላል። እና አንዳንዶቹ ደግሞ በቃ ሂሳብ የሚባለው ትምህርት መምህር ሲገባ ራሱ ወጠው ቢሄዱ ደስ የሚላቸው ሰዎች አሉ። እና። በዚህ አጋጣሚ እንደው ሂሳብ የሚባለውን ትምህርት አትፍሩት እጅግ በጣም ከሌሎቹ ትምህርት። የቀለለና እንደው በዋናነት እንግዲህ እንደ ይሄ መርህ የሚባሉ ነገሮች አሉ። ቴረም የሚባሉ ወይም ደግሞ ፎርሙላ የሚባሉ። እነዚህን አይነት ነገር በቃ ታሳቢ በማድረግ በቀጥታ ምንም አይነት የማንበብ የመጨናነቅ ነገር ሳይሰማ በቀላሉ በቃ ፎርሙላዎችን እያስታወሱ ወደ ፎርሙላ ሰብስቲዩት እያደረጉ የሚሰራ ስራ እና። በጣም አእምሮን የማያጨናንቅ እንግዲህ በጣም ስልታዊ የሆነ ሳይንስ ስለሆነ። ይህንን ሂሳብ የሚባል ደግሞ ዋና መሰረታዊ በየትኛውም የትምህርት መስክ እንበለው። ሂሳብ የማይገባበት። ትምህርት ሳይንስ ስለሌለ። ስለዚህ እሱ ሁሉን አቀፍ ስለሆነ ሳይንስ ሂሳብ የሚባልን ትምህርት። አፍቅራችሁ ወዳችሁ በጥንካሬ በቃ በተመስጦ እያነበባችሁ በሂሳብ ላይ ያላችሁን ጥልቅ አንደርስታንዲንግ ወይም ደግሞ የመረዳት አቅማችሁን ጨምሩ ሀሳብን አትጥሉት የሚል ጠንካራ ኮሜንት አለኝ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ቃለ መጠየቁን በድምፃ አሰምቼ አነባለሁ ከዚያ በኋላ ደግሞ ለቃለ መጠየቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠየቁ? ስራ ይላል ቃለመጠየቃችን ምን ብሎ ነው የተቀመጠው ስራ ይላል? እንግዲህ ስራ ማለት ምን ማለት ነው? የስራ አስፈላጊነትስ እስከምን ድረስ ነው የሚሉትን እና ሌሎችንም እንግዲህ። ርዕሰ ጉዳዮች እያነሳሁኝ በዚች አጭር በሆነች ደቂቃ ውስጥ ማብራሪያ የምንሰጥ ይሆናል ማለት ነው። አሁን ወደ ትርጓሜው። ስራ ማለት እንግዲህ አንድ ሰው አንድን ያሰበውን አላማ ወይም እቅድ ወይም ደግሞ እንግዲህ አንድ ነገር መሆን የፈለገውን ነገር ለመሆን የሚያደርገው ከተፈጥሮ ጋር የሚያደርገው ግብ ግብ ነው ማለት ነው። ስራ ስንል እንግዲህ አላማውን ለማሳካት አላማውን ለማሳካት ወይም ደግሞ በፈለገው ራዕይ ላይ ለመድረስ ወይም ደግሞ ግቡን ለመምታት ከተፈጥሮ ጋር የሚያደርገው ግብ ግብ እለት በእለት የሚያደርገው የተፈጥሮ ከተፈጥሮ ጋር የሚያደርገው ግብ ግብ ምንድነው እንለዋለን ማለት ነው ስራ እንለዋለን ማለት ነው። ለምሳሌ እንግዲህ አንድ አርሶ አደር አለ ይሄ አርሶ አደር ምንድነው ዋና አላማው እንግዲህ ምንድነው? ብዙ ምርት እያመረተ እንዳይራብ እንዳይቸገር ልጆቹን በጤና ማሳደግ ማስተማር ልብስ ማልበስ ጤናቸው እንዳይታወክ የነሱን ጤንነት ማስጠበቅ የቤተሰቡን ትልቅ ሀላፊነት አለው። ስለዚህ ይህንን ራዕይ እንግዲህ ልጆቹን በጤና በ ካሉ ንጹህ ልብስ ለብሰው ንጹህ ምግብ ተመግበው የተሻለ ትምህርት ተምረው ትልቅ ሰው እንዲሆኑለት ይሄ ዋናው አላማው ነው። ይሄንን አላማ ለማሳካት ይሄ ሰውዬ ማለት ነው የግዴታ የነሱን ፍላጎት ማሟላት አለበት ማለት ነው። ያንን ፍላጎት ለማሟላት ደግሞ የግዴታ ይሄ ሰው ማለት ነው። ጠንክሮ ስራ ይሰራል ማለት ነው። ጠንክሮ ስራ ሰራ ማለት ደግሞ ምርት ያገኛል ያንን ምርት ደግሞ እንግዲህ እንደአስፈላጊነቱ ለምግብ የሚውለው ለምግብ ይውላል ገበያ ሂዶ ገበያ በመሸጥ ደግሞ ወደ ገንዘብ ይቀየርና። ይሄ ገንዘብ ወይም ብሩ ደግሞ ማለት ነው ለልጆቹ የጤና ማስጠበቂያ ይሆናል። ማለትም ሲታመሙ ማሳከሚያ እንደዚሁም ደግሞ ለትምህርታቸው አጋዥ የሆኑ ነገሮችን በዚያ ብር አማካኝነት ይገዛላቸዋል። እንደዚሁም ደግሞ እንግዲህ ትምህርት ቤት ለሚያስፈልገው ወጪም ያው ተዚህ ይከፈላል ማለት ነው። ከዚያም በተጨማሪ ደግሞ ልጆቹ ስለሚለብሱት ልብስ በቃ የሚለብሱት ልብሳቸው ሁሉ ነገራቸው ፍላጎታቸው ደብተራቸው እስክሪፕቷቸው ሁሉ ነገር እንግዲህ የሚያስፈልጋቸው ነገር ሁሉ ይሟላላቸዋል ማለት ነው። ስለዚህ ልክ እነዚህን ልጆች በዚህ መልኩ የተሟላ ሙሉ የተሟላ ጤንነት የተሞላበት ቤተሰብ አድርጎ ቤተሰቡን ለማስተዳደር ይሄ ሰውዬ እንግዲህ ተተፈጥሮ ጋር ግብ ግብ ይጥማል ማለት ነው። ስለዚህ ምንድነው ዋና ተግባሩ ማለት ነው? እርሻ እያረሰ ብዙ ምርት ማግኘት ማለት ነው። ስለዚህ እርሻ ለማረስ ደግሞ የግዴታ በሬ ያስፈልገዋል እነዚህን በሬዎች ወይም ማሽን ያስፈልገዋል ዙሮ ዙሮ በሬም ይሁን ማሽን መሬትን በደንብ አድርጎ ያርሳል። በደንብ ሆኖ የታረሰ ወይም የለመለመ ወይም ደግሞ ፍርታይል የሆነ አፈር ደግሞ የተሻለ ምርት ይሰጣል። የተሻለ ምርት አገኘ ማለት ደግሞ የተሻለ ገቢ አለው ማለት ነው። የተሻለ ገቢ ሲኖረው ደግሞ የተሻለ ኑሮ ይኖራል ማለት ነው። ስለዚህ የተሻለ ኑሮ መኖር የሰውየው በቃ ግቡ ወይም ደግሞ አላማው ነው ማለት ነው። ስለዚህ ይሄን አላማ ለማሳካት የግዴታ ጠንክሮ ይሰራል ማለት ነው። ይሄ ሰው በሌላ መልኩም እንግዲህ ከተፈጥሮ ጋር ከሚደረግ ግብ ግብ በተጨማሪ ምንድነው? ለምሳሌ የአንድ ሰው የአእምሮ ስራ ሊሰራ ይችላል የአእምሮ ስራ ስል አሁን ለምሳሌ እንግዲህ ይሄኛው የሙያን ወይም ደግሞ ጥበብን ይጠይቃል። አንድ ዲዛይነር ለምሳሌ የተለያዩ ሶፍትዌሮች የሶፍትዌር ባለሙያ የሆነ ሰው ቁጭ ብሎ አእምሮውን ብቻ እንግዲህ በመጠቀም ማለት ነው የተለያዩ ፕሮግራሞችን በተለያዩ ሶፍትዌሮች እንግዲህ ክሬት እያደረገ ወይም እየፈጠረ ማለት ነው። የተለያዩ ስራዎችን የሚሰሩ ሶፍትዌር የሶፍትዌር ፕሮግራሞችን ዲቨሎፕ ወይም ደግሞ ጀነሬት ሊያደርግ ይችላል ማለት ነው። ሊፈጥር ይችላል። ስለዚህ ይሄ ራሱ ምንድነው? ይሄም ማለት ነው አእምሮውን ተጠቅሞ ስራ እየሰራ ነው ማለት ነው። ስለዚህ አእምሮውን ያኛው የቅድም የሰጠሁት ምሳሌ ጉልበቱን ተጠቅሞ ነው እንግዲህ ስራ እየሰራ ያለ እርሻ ሲያርስ ጉልበቱ ነው በቃ ጉልበቱን ተጠቅሞ ነው ስራ እሚሰራ። ይሄኛው ደግሞ አእምሮውን ተጠቅሞ ያው ስራ እየሰራ ነው ማለት ነው። ስለዚህ አእምሮውን ተጠቅሞም ይሁን ጉልበቱን ተጠቅሞም ይሁን ሁሉም ቢሆን አላማቸውና ራእያቸው ወይም ግባቸው ምንድነው? የተሻለ ገቢ ማግኘት እና የተሻለ ኑሮ ነገ መኖርን ነው የሁሉም ሰዎች ወይም ደግሞ የሁሉም ሰራተኞች ዋና አላማቸው ወይም ግባቸው ማለት ነው። ስለዚህ ስራ ሁላችንም ቢሆን ጠንክረን በመስራት አንድም የተሻለ ኑሮ እንኑር ሁለትም ደግሞ ሀገራችንን እናሳድግ የሚል ጠንከር ያለ መልእክት አዘል አስተያየት አለኝ። አመሰግናለሁ ጊዜ ስላለቀብኝ ነው።

እሺ አመሰግናለሁ እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ሰራተኛ ይላል። ሰራተኛ ሰራተኛ፣ በላተኛ እንግዲህ ሰራተኛ የሚለውን ቃል ስናይ ምንድነው በላተኛ ከሚለው ቃል ጋራ ተቃራኒ የሆነ ሀሳብ ነው ያለው። ይሄም ማለት ምን ማለት ነው እንግዲህ ሰራተኛ ሲባል ምንድነው ቃሉ አንድ ሆኖ እያገኘነው ነው እንጂ ሁለት ቃሎች ናቸው። ያም ማለት ምን ማለት ነው ሰራ፣ ተኛ የሚሉ ተኛና ሰራ የሚል ሁለት ቃላት በአንድ ላይ ተጣምረው የሚሰጡን ትርጉም ነው። ያም ምን ማለት ነው ብዙ ጊዜ እንግዲህ ሰራተኛ ስንል ምን ማለታችን ነው ብዙ ይሰራል ጥቂት ይበላል ማለት ነው። ጥቂት የሚበላ ነገር ግን ብዙ የሚሰራ ሰው ማለት ነው። በላተኛ ስንል ደግሞ እንግዲህ ብዙ ፍጆታ የሚ ብዙ ይመገባል፤ ነገር ግን ስራ አይሰራም ብዙ ጥቂት ስራ ሰርቶ እረፍት ብቻ የሚወስድ ሰው እንደማለት ነው። በላተኛ ሰራተኛ ስለዚህ ሰራተኛ ስንል በዚህ ልክ ሀሳቡን መረዳት አለብን። በሌላ መልኩ ደግሞ እንግዲህ ሰራተኛ ስንል እንግዲህ የተለያየ ሰራተኛ አለ የመንግስት ሰራተኛ አለ የግለሰብ በግል ተቋማት ገብተው የሚሰሩ ሰራተኞች አሉ እንደዚሁም ደግሞ በግል ተቀጥረው ቤት ውስጥ ራሱ የልጆችን የሚጠ የሚንከባከቡ ህፃናት የሚያሳድጉት እነዚህ ራሱ ሌላ ሰራተኞች ና የቤት ሰራተኛ ይባላሉ እነዚህ ደግሞ የቤት ሰራተኛ፤ ስለዚህ የመንግስት ሰራተኛ፣ የቤት ሰራተኛ፣ የግለሰል ሰራተኛ እየተባለ ሰራተኛ ሲባል ምንድነው ብዙ ጊዜ እንግዲህ ለሚሰሩት ስራ ተገቢ የሆነ ክፍያ የሚፈጸምላቸው የተገቢው ክፍያም የሚፈጸመው ምናልባትም እንግዲህ እንደየስምምነቱ ሊሆን ይችላል፤ ያ ማለት ከአመት አንድ ጊዜ ሊሆን ይችላል፤ ወይም ደግሞ በየወሩ ሊከፈልም ይችላል፤ ወይም ደግሞ ምናልባት እንደየአካባቢው ይለያል። ዙሮ ነፃም እንግዲህ ነፃ ሰራተኛም ሆና የምትገባበት አንዳንዴ እንዲህ አይነት ሁኔታ አለ ያ በተለይ እንግዲህ መድረሻ የሌላቸው አይነት ልጆች እናት አባት የሌላቸው ወይም እናት አባቶቻቸው ፍጹም ድሃ ከሆኑ ምንድነው የሚያደርጉ ልጆቻቸውን ዝም ብለው ሰው ቤት ያስገባሉ ለሰው ሰራተኛ ሆነው እንዲያገለግሉ ማለት ነው፤ እና ኢቭን ለዚያ ለሚያገለግሉት ስራ እንኳ ራሱ ተመጣጣኝ የሆነ ክፍያ ራሱ አይጠይቁም። ዝም ብሎ ሰራተኛ ሆኖ መኖር ብቻ፤ እና በትክክል ሰራተኛ የሚለውን ቃል የሚገልጸው እነዚህ አይነት ምንም ክፍያ የማይፈጸምላቸው፤ ነገር ግን ስራ እየሰሩ ክፍያ የማይፈጸምላቸው እንዲህ አይነት ሰዎች ናቸው በርግጥ ይሄ ሰራተኛ የሚለው ቃል ተገቢ ትርጉም ሊኖረው የሚችል ማለት ነው። ሌላውማ በሰራው ልክ ደግሞ ምንድነው ክፍያ ስለሚያገኝ ሰራተኛ ሳይሆን ሰራ በላተኛ ማለትም እንችላለን ማለት ነው እና ሰራተኛ ስንል እንግዲህ በዚህ ልክ መረዳት መቻል አለብን ከዚያ ደግሞ ለምሳሌ የመንግስት ሰራተኛ የግለሰብ ሰራተኛ እያልንም እንደዚሁ እናየዋለን "ምን ማለት ነው?" ዞሮ ይሄ ሰው ማለት ነው በ በመንግስት ተቋምም ይሁን ወይም በግለሰብ ድርጅቶች ላይ ሊሆን ይችላል እንግዲህ ሙያው በሚጠይቀው መልኩ ተወዳድሮ ተቋሙም እንግዲህ ፈቃድ ሰጥቶ የ ማለትም በቅጥር ኢንፎርም ህጋዊ በሆነ በመልኩ የተቋሙ አባል አድርጎ ካጸደቀለት ጊዜ ጀምሮ ማለት ነው፤ እንግዲህ በየወሩ ለሚሳዬ የሆነ ስራ እንዲሰራ እንግዲህ አሳይን ይደረጋል ማለትም ታሳቢ ይደረግለታል። ከዛ በኋላ በዚያ ስራ ላይ ቁጭ ብሎ እንግዲህ ሙያውን እውቀቱን እንደዚሁም ደግሞ ልምዱን መሰረት አድርጎ ያንን ስራ በተሻለ ጥራትና ደረጃ ለመስራት ያው ያው ቃል ገብቶ ይቀመጣል ማለት ነው የ ቃል ገብቶ ይገባል። ከዚያ በኋላ እንግዲህ በተቀጠረበት በገባበት ውል ህግ ህገ ውል መሰረት ማለት ነው ስራውን ይሰራል። ስለዚህ ስራውን ሲሰራ ይሄ ሰውዬ ማለት ደግሞ ተቋሙ በሌላ መልኩ ምን ያደርጋል ይሄን ስራ ለሚሰራበት ተመጣጣኝ የሆነ ክፍያ በወር ሊሆን በወር ይከፍለዋል ማለት ነው። ስለዚህ ይሄ ተመጣጣኝ የሆነው ክፍያ ለማን ይሰጠዋል ማለት ነው ለዚህ ሰራተኛ ስለዚህ ይሄ ሰው ምንድነው ማለት ነው እዚያ ስራውን ሲሰራ በተመሳሳይ መልኩ ደግሞ የገንዘብ ክፍያ ይፈጸምለታል በተቋሙ በኩል ማለት ነው፤ እና የመንግስት ሰራተኛም ይሁን የግለሰብ ሰራተኛ ብዙ ጊዜ በዚህ ሲስተም ያልፋሉ ማለት ነው፤ እና ሰራተኛ ስንል በዚህ ልክ መረዳት መቻል አለብን ቃሉን የሚል ጠንከር ያለ መልእክት አዘለ አስተያየት አለኝ ማለት ነው፤ እና ሁላችንም ቢሆን ጠንካሮች የመንግስት ሰራተኛ በመሆን ስሮ ስራችንን የተቀላጠፈና እንደዚሁም ደግሞ ጥራት ያለው እንዲሆን በዚህ አጋጣሚ እንግዲህ ጠንከር ያለ መልእክት አዘለ አስተያየት እሰጣለሁ ማለት ነው። ለጥያቄው አመሰግናለሁ ሰላም ቸር ይግጠመን በማለት በዚሁ ሀሳቤን እጨርሳለሁ።

እሺ አመሰግናለሁ በመጀመሪያ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። ይህንን የማደርግበት ዋናው አላማው የምሰጠው ማብራሪያ ወይም ትንታኔ ይሄን አውዲዮ ለሚከታተል ወይም ለሚያዳምጥ ሰው ሀሳቡን በግልጽ እንዲረዳው ለማድረግ ስለሆነ ተገቢ ነው ብዬ ስለማምን ነው ማለት ነው። ስለዚህ ቃል መጠይቁ እወድሃለሁ ይላል። እወድሃለሁ የሚለውን ቃል እንግዲህ እንዲሁ ስናየው እጅግ በጣም ደስ የሚልና በቃ የደስታ ስሜት የሚፈጥር ቃል ነው ይሄ ቃል ሲነገር ማለት ነው። በተለይ ቃሉን ለሚነገር ለሚነገርለት ሰው ማለት ነው ያ ማለት ምን ማለት ነው? እወድሃለሁ ማለት እንግዲህ ያን ቃል የተናገረው አካል ማለት ነው። የቃሉ የተነገረለትን ሰው ምን ያክል እንደሚወደው ምን ያክል እንደሚያፈቅረው ምን ያክል በጥልቀት እንግዲህ እንደሚወደው ወይም ደግሞ ቅርብ ወዳጁ እንደሆነ እንግዲህ በቃ በዚህ ልክ ነው እንግዲህ ሀሳቡን ሊገልጽለት የሚችል ማለት ነው። እና እወድሃለሁ ሲለው ምን እያለው ነው ማለት ነው። አፈቅርሃለሁ በተለየ ሁኔታ ስለአንተ አስብልሃለሁ እጨነቅልሃለሁ በቃ አንተን ክፉ ነገር እንዲደርስብህ በቃ አልፈልግም በህይወቴ አንተን ተከፍተህ እንዳይህ አልፈልግም። የሚል አይነት ስሜት ያለው እና እንደዚሁም ደግሞ ልዩ ክብሮትን የሚያመላክት ቃል ነው ማለት ነው። ስለዚህ ፍቅርን አምልኮትን እንደዚሁም ማለት ትልቅ ክብርን መስጠታችንን ወይም ደግሞ ለእሱ ያለን ስሜት እጅግ በጣም እንግዲህ በጣም ሴንሲቲ የመሆናችንን ለማጠየቅ የሚያመለክት ቃል ነው ማለት ነው። እና እወድሃለሁ የሚባለው አካል እንግዲህ እወድሃለሁ ባለው አካል ላይ ምን ያህል ተፈቃሪ ተወዳጅ ወይም ደግሞ ምን ያክል ስሜቱን እንግዲህ እንዲገልጽለት እንደሚፈል እንደሚችል በጣም ከባድ የሆነበት እንግዲህ የፍቅር ግንኙነት ወይም ደግሞ የዝምድና ወይም ደግሞ የሀረግ ትስስር እንደሆነም በቀላሉ መረዳት እንችላለን ማለት ነው። ስለዚህ ለምሳሌ እወድሃለሁ እንዲሁ ስናየው ብዙ ጊዜ ሴት ናት እንግዲህ ወንድን እወድሃለሁ የምትለው ማለት ነው ወይም ደግሞ ወንዱንም ወንድ እወድሃለሁ ሊለው ይችላል እወድሻለሁ ከሆነ ግን ወንዱ ሴቲትን ነው ሊሆን የሚችለው ማለት ነው። እና እወድሃለሁ ሲል ብዙ ጊዜ እንግዲህ ማለት ነው ለአንድ ወንድ ያለውን ጥልቅ ፍቅር መውደድ አክብሮትና እንደዚሁም ስሜት የሚገልጹበት የአማርኛ የቃል ማነው ሀረግ ይሆናል ማለት ነው። ወይም ደግሞ የአማርኛ አጠቃቀም የቃላት አጠቃቀም ይሆናል ማለት ነው። የአማርኛ ቋንቋ ስለዚህ ይህ አነጋገር ደግሞ ማለት ነው በተለይ የፍቅር ጓደኛን ማለትም እንግዲህ የትዳር ጓደኛን ብዙ ጊዜ ሚስቶቻችንን ማለት ነው። በጥልቀት እንደምንወዳቸው እንደምናፈቅራቸው ወይም ደግሞ እንደምናከብራቸው ለመግለጽ ስንፈልግ ይህንን እንግዲህ እወድሃለሁ እንብለን እወድሻለሁ ብለን እንድንገልጽላቸው እንችላለን ማለት ነው። ስለዚህ ምናልባትም እንግዲህ የትዳር አጋርነትን የቤተሰብ አባልን ወይም ደግሞ የቅርብ ወዳጅን ስሜት ለማሳወቅ የሚያገለግል በቃ ቀጥተኛ የሆነ ጥልቅ ውስጥ የጥልቅ ገውቶ እንግዲህ የሰውን ስሜት የሚኮረኩር ቃል ነው ማለት ነው። ያ ማለት ምንድነው? እኔ ለምሳሌ አሁን በጣም የምወደውን ሰው በቃ እወድሃለሁ ለማለት እጅግ በጣም ይከብደኛል። ይህን ቃሉን ብቻ መናገር ብቻ ሳይሆን ስሜቱ ራሱ ከበድ ይላል በቃ ቃሉን አንብቦ ለመናገር ራሱ ማለት ነው። እና በዚህ ልክ እንግዲህ እወድሃለሁ ማለት ምናልባት ምናልባትም እንደው የፍቅር አጋርን የፍቅር አጋሯን ሴት እወድሃለሁ ልትለው ትችላለች። ወይም ደግሞ እንደዚሁ በጣም ቅርብ የስጋ ግንኙነት ያላቸውን እንግዲህ ቤተሰብ ወይም ደግሞ ዘመዶችንም በዚህ መልኩ እንግዲህ ምናልባትም የአካል የሚገናኙበት ጊዜ አጭር ማነው በጣም ረጅም ሊሆን ይችላል በዚህ አጋጣሚ በጣም ስለሚነፋፈቁ እወድሃለሁ ሊሉ ይችላሉ። ወይም ደግሞ ለምሳሌ አሁን እንግዲህ አንድ ወላጅ ልጆቹ አባ እወድሃለሁ ሊሉት ይችላሉ ማለት ነው። ያ ማለት በጥልቅ በቃ የተለየ ስሜ አንተ አንተ ላይ ያለን ስሜት ልዩ ነው ጥልቅ ነው የሚልና ለአባታቸው ያላቸውን ክብር ወይም ደግሞ ለአባታቸው የሚሰጡትን ልዕልና ክብር ወይም ደግሞ ፍቅር እየገለጹለት ነው ማለት ነው። እወድሃለሁ አ እፈቅርሃለሁ አከብርሃለሁ ይኸው ተመሳሳይ አይነት ትርጉም ያለው ቃል ይሆናል ማለት ነው። እና እንግዲህ እንደዚህ ሚባለው ብዙ ጊዜ በተለይ ወላጆችን ልጆች ወላጆችን ወላጆችም ልጆችን እንደው ይሀው እርስ በእርሳ ይሆናል ማለት ነው ማለት። ልጆችም አባቶቻቸውን ይወዳሉ ወላጆችም ደግሞ እንዲሁ ልጆቻቸውን በዚሁ ልክ ይወዳሉ ማለት ነው። ምናልባት እንግዲህ ይሄ እወድሃለሁ የሚለው እንደው ወደ እናት ብዙ ጊዜም ከፍተኛ የሆነ ፐርሰንቱን የሚወስደው እናትን መውደድ ላይ ይሆናል ማለት ነው። አባት እንኳን ምንድነው? አባት ምናልባት ከህይወት ከተለየ በኋላ ሊሆን ይችላል ምን ያክል አባት አስፈላጊ እንደሆነ መረዳት የምንችለው ዝሮ ዝሮ እወድሃል

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ደግሞ በቃል መጠየቁ ላይ የመልስ መብራሪያ ወይም ትንታኔ የምንሰጥ ይሆናል ማለት ነው። ይህንንም የማደርግበት ዋናው አላማው ይህንን ትንታኔ ወይም ማብራሪያ ለሚያዳምጥ ማንኛውም ሰው ማለት ነው። ሀሳቡ በቀላሉ እንዲገባው ወይም ደግሞ ግልጽ እንዲሆንለት ለማድረግ ስለሆነ። ቃለ መጠይቁን ማንበብ ተገቢ ነው ብዬ አምናለሁ ማለት ነው። እና አሁን ወደ ቃለ ለመጠየቁ ምን ይላል? ምን እንግዲህ ምን የሚለው? በእኛ በአማርኛ ቋንቋ አጠቃቀም ማለት ነው። ይሄ ጥያቄ ነው ይሄም ጥያቄ ምን ማለት ነው? ነገሮችን ለይቶ ለማወቅ ወይም ደግሞ እያንዳንዳቸው ክስተቶች ለምን እንደተከሰቱ ለመቼ እንደተከሰቱ ወይም ደግሞ ብቻ ስለሁኔታቸው ስለአፈጻጸማቸው ስለድርጊቶች ክስተቶች። ብቻ ስለ የትኛውም ነገር። ጥልቅ የሆነ እውቀትን ለማግኘት ወይም ደግሞ ለይቶ ለማወቅ ስንፈልግ። ወይም ደግሞ እነዚህ ሁኔታዎችን ለመጠየቅ ወይም ደግሞ ግልጽ ለማድረግ እንግዲህ የምንጠይቀው ቃለመጠይቅ ይሆናል ማለት ነው። ወይም ደግሞ ጥያቄያዊ አረፍተ ነገር ይሆናል ማለት ነው። ለምሳሌ አሁን ምንድነው? እኔ አሁን ስናገር የሆነ ርዕሰ ጉዳይ ላይ የሆነ ማብራሪያ እየሰጠሁ ሊሆን ይችላል። ስለዚህ ይህንን ማብራሪያ በጥልቀት ሳይረዳው ይቀራል አንድ አድማጭ ማለት ነው። ከዚያ በዚህ ርዕሰ ጉዳይ ላይ እሱ ምንድነው ማለት ነው። የሆነ ኮንፊውዝድ ሆኗል ማለት ሀሳቡ በግልጽ አልተረዳውም እየዛኔ ምን ብሎን ሊጠይቀኝ ይችላል? ምን አልህ ማለቱ ነው ምንድን ነው የተናገርህ ለማለት ማለት ነው። ምን ይለኛል? የዛኔ መልሼ እንግዲህ ይሄንን እንግዲህ የገለፅሁትን ወይም ደግሞ የተነተንሁትን ማብራሪያ እንግዲህ ግልጽ በሆነ ቋንቋ መልሼ አስረዳዋለሁ። የዛን ጊዜ ሀሳቡን ያውቃል ይገነዘባል ይረዳል። ከዚያ በኋላ እንግዲህ በዚህ አርሰ ጉዳይ ላይ የራሱን እንግዲህ ሀሳብ ያንፀባርቃል ማለት ነው። ስለዚህ ምን የሚለውን ቃል ስናይ እንደዚሁ ምንድን ነው እኔ ያልኩትኝ የአንድ እርስ ጉዳይ ወይም ደግሞ አንድ ክስተት ወይም ደግሞ አንድ ሁኔታ እንዴት እንደተፈጠረ መቼ እንደተፈጠረ ማን እንደፈጠረው ወይም ደግሞ ስለዚህያ ነገር። በጥልቅ ለይቶ ለማወቅ ማለት ነው የሚጠየቅ ቃለ መጠይቅ ነው ማለት ነው። ወይም ደግሞ መጠይቃዊ አረፍተ ነገር ይሆናል ማለት ነው። እና እንግዲህ በዚህ መሰረት ለምሳሌ እኔ ክላስ ውስጥ ለምሳሌ ብዙ ጊዜ እንግዲህ ክላስ ላይ የተለያየ የተለያዩ ተማሪዎች ናቸው የሚኖሩ እነዚህ የተለያዩ ተማሪዎች ደግሞ ከተለያየ አካባቢ ነው የሚመጡ ከተለያየ አካባቢ ከመምጣታቸው አንፃር ደግሞ የተለያየ ቋንቋ ነው የሚናገሩ የተለያየ ቋንቋ መናገር በመቻላቸው ደግሞ ምናልባትም እንግዲህ እንደ አንድ እነዚህን ተማሪዎች በአንድ ቋንቋ ማለትም አለም አቀፋዊ ቋንቋ በሆነው በእንግሊዘኛ ነው እንግዲህ ትምህርቱን የሚሰጡ ስለዚህ በዚህ እንግሊዘኛ ትምህርት ሲሰጡ ምናልባትም እንግዲህ ቋንቋውን በደንብ ያለመረዳት ብቃት ይኖራል ማለት ነው። ቋንቋውን ያለመረዳት ክህሎት ይኖራል። ስለዚህ እኔ እየነገርኩ ወይም እያበራረኩላቸው ገለጻ እየሰጠኋቸው እያለ በቃ እንግዲህ እያንዳንዱን ቃል ትርጉም ላያውቁት ይችላሉ። ወይም ደግሞ እንግዲህ እኔ ስናገር የምናገረው ቃል ሁሉ ማለት ነው አዲስ ሊሆንባቸው ይችላል የዛኔ ምንድነው የሚሉት? ምን ይላሉ ያ ማለት የተናገርከው ምንድን ነበረ? ምን ምን ለማለት ነው አልገባንም በቃ ወይ በእኛ ቋንቋ እናግረን ምናምን ለማለት አይነት ነገር የሚጠቀሙበት ማለት ነው። ስለዚህ ምን ማለት ከዚህ በፊት የተፈጸመውን ድርጊት ወይም ደግሞ ገና ሊፈጸም የሚችለውንም ሊሆን ይችላል ዙሮ በሀሳብ በጥልቀት ያልታወቀ ነገር መልሶ ግልጽ አድርጎ ለማሳወቅ ይረዳ ዘንዳ የሚጠየቅ ቃለ መጠይቅ ይሆናል ማለት ነው። ወይም ደግሞ በሌላ አካሄድ አሁን ምን የሚለው ደግሞ ራሱ ለምሳሌ ምን ይባላል? መሰላችሁ እንደው አንድ ምስጢራዊ አነጋገር አለ። ጅብ ሲሄድ ምን ይመስላል? እንዲህ ነው። አሁን እዚህ ጋር ምን ብቻዋን ፊደሏን ምን ይመስላል ሲሉ ምን ማለታቸው ነው? ሚፍ ም የምትባለው አፌደል ማለት ነው። ዘግዘግ ብላ ነው የምትታይ የምትታይ ቅርጿ ዲዛይኗ ራሷ እንግዲህ ፊደሏ እየተቀረጸችው አቀራረጿ። ወደ ፊቷ ግንበስ ያለች ናት። እና አሁን ጅብ ሲንቀሳቀስ ደግሞ የፊት እግሩ አጣራ ነው ይባላል። የፊት እግሩ አጣራ ከመሆኑ አንፃር ደፋ ደፋ እያለ በፊቱ ደፋ ደፋ እያለ ነው የሚሄድ እና። የምን ቅርጽ አለው? ጂብ ሲሄድ የሚል ትርጓሜ አለው ይሆናል ማለት ነው። ጂብ ሲሄድ ጅብ ሲሄድ ምን ይመስላል ሲባል ማለት ነው። እና እንግዲህ ምን ምን ስንል በዚህ ልክ የተለያየ አውዳዊ ፍች ሊኖረው ስለሚችል ያንንም ታሳቢ እንድታደርጉ ለማለት ነው። ዙሮ ይሄንን ሀሳብ እንደተጨማሪ ያቀረቡትኝ። እንግዲህ በዋናነት ምን የሚለው ኋት የሚለውን የእንግሊዝኛ ተመሳሳይ ወይም ደግሞ አቻ ፍቹን ይዞ ይመጣል ማለት ነው። እንግዲህ በጥያቄው አመሰግናለሁኝ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቸ አነባለሁ ከዚያም በኋላ ደግሞ ለቃለ መጠይቁ የመልስ ትንታኔ ወይም ደግሞ ማብራሪያ የምሰጥ ይሆናል ማለት ነው አሁን ወደ ቃለ መጠየቁ እባክህ ይላል እንግዲህ እባክህ የሚለውን ቃል እንዲሁ ስናየው ምንድነው አንድም ትትናን አክብሮትን ወይም ደግሞ እንግዲህ ዝቅ ብሎ ለሰውየው ተገዢ መሆንን የሚያመለክትና ከዚያ ጉዳይ እንዲፈፀምልን ወይም ደግሞ ጉዳይ እንዲተገበርልን ወይም ደግሞ የሆነ ነገር እንዲሰጠን እንግዲህ የምንጠይቅበት ትህትና በተሞላበት ወይም ደግሞ ልስላሴ በተሞላበት ቅላጼ ድምጽ ማለት ነው ሰዎችን ጉዳይ እንዲፈጽሙልን የምንጠይቅበት የአገላለጽ ስልት ወይም ደግሞ ቴክኒክ ነው ማለት ነ። በዚህ ቋንቋ ስለዚህ እባክህ ተለመነኝ፣ እባክህ እሺ በለኝ፣ እባክህ ይህንን ነገር እንደዚህ አድርገህ ስራን፣ ይባክህ ይህንን ፈጽምልኝ ወይም አስፈጽምልኝ ተብሎ እንግዲህ ምንድነው መለመን ልመና ማለት ነው ይሄ ማለት ምንድነው? አሁን እኔ ለምሳሌ የሆነ ተቋም ሄጄ ጉዳዬ ላስፈጽም እሄዳለሁኝ እንግዲህ በጣም ተቸግሬ ነው እንግዲህ በጣም ተቸጋግሬ ነው ማለት ጉዳዩ አልፈጸምም እንዴ ብሎ ለብዙ ጊዜ እንግዲህ ተመላልሼ ሊሆን ይችላል ስለዚህ ያንን ጉዳይ ለምሳሌ ምናልባትም የተመላለስሁበት ምክንያት አንድም የሚመለከተውን አካል በምኸድበት ሰዓት እዚያ ወደ ቢሮ ስኸድ አላገኘው እያልኩ ሊሆን ይችላል ወይም ደግሞ እንግዲህ እዚያ ያ ጉዳዩ ያልተፈጸመልኝ ምናልባትም እንግዲህ ከስራው ከጉዳዩ ክብደት እና ቅለት አንፃር ጉዳዩን የሚወስነው አካል ምን አልባት ሌላ ሰው ሆኖ ሊሆን ይችላል ብቻ ግን በሆነ ምክንያት ማለት ነው እኔ በጣም ተቸጋግሬያለሁ ከዚያ በተደጋጋሚ እንግዲህ ሄጄ ተሰላች ሰልቸቻለሁ ማለት ነው ስለዚህ ተመልሼ ላለመሄድ እንግዲህ በዚያ በዚያ አጋጣሚ ግን ጉዳይህን እንዲጨርስልኝ እንዲፈጽምልኝ ምን እለዋለሁ ማለት ነው ይሄን ባለስልጣን ኧረ ባክህ ባክህ ተለመነኝ ባክህ እሺ በለኝ ይሄንን ጉዳይ ጨርስልኝ ብዬ እንግዲህ እማጸነዋለሁ ማለት ነው ወይም እለምነዋለሁ ወይም ደግሞ አክብሮት በተሞላበት መልኩ እንዲህ አይነት ቃለመጠየቅ አደርግለታለሁ ማለት ነው ያ ማለት እንዲፈጽምልኝ እማጽነዋለሁ ለምን እማጽነዋለሁ ወይም ደግሞ እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰሞቼለሁ ምናልባትም እንግዲህ ያንን ማገዝ ለሱ ከባድ ነገር ካልመሰለው በቃ ሊያግዘኝ ወይም ደግሞ የመፍትሄ ሀሳብ ሊያመጣልኝ ይችላል ማለት ነው ወይም ደግሞ አሁን ለምሳሌ እኔ አሁን ወደ ሆነ ቦታ እየተጓዝኩ እያለ ምናልባትም እንግዲህ ሊመሽብኝ ይችላል። በቃ በሰአት እዚያ በምጓዝበት ቦታ ምናልባት ላልደርስ እችላለሁኝ ስለዚህ የሆነ መኪና እንግዲህ ከበስተጀርባዬ ወደፊት የሚሄድ መኪና ሲመጣ እጅ በመዘርጋት እንግዲህ እማፀነዋለሁ ማለት ነው። እጄን እንደዚህ እጆቼን ዘርግቼ እባክህን እባክህን ሸኘኝ የተወሰነ ገፍትረኝ የተወሰነ ወደዚያ ነው የኔም አቅጣጫ እና ሰዓት ስለመሸብኝ ነው በሰአት እንግዲህ ሰዓት ሳይመሽ በፈለኩት ቦታ እንዲደርስ አብረክ ትራንስፖርት ተጠቃሚ አድርገኝ ብዬ ልለምነው ወይም ደግሞ ልማፀነው እችላለሁ ማለት ነው። ይሄ ማለት ምንድነው እንግዲህ ምንም ጉዳይ እንዲፈጸምልኝ ነው እየጠየኩት ያለው ማለት ነው ትብብር እንዲያደርግልኝ አሁን ይሄ ሰውዬ ወንበር ስለሞላ እምቢ ሊለኝ ይችላል እኔ ደግሞ ወንበር ቢሞላም እንኳን እንደምን ቢሆን ተጨናንቄ መኸዲን ነው የምፈልግ ማለት ነው ለምን ምክንያቱም የመጣው እንግዲህ ምሽት ነው ጨለማ ነው በዚያ እንግዲህ በማላውቀው ሀገር ብዙ በጨለማ መጓዝ ደግሞ ለህይወቴም ችግር ስለሚሆን እንደዚህ አይነት ችግር ከመግባቴ በፊት ይልቁንስ ምንድነው ማድረግ ያለብኝ እንደው ያለ ወንበር አጎንብሼ ቢሆን ራሱ የትራንስፖርት ተጠቃሚ ሆኜ በአጭር ጊዜ ውስጥ እዚያ በፈለኩት ርቀት ቦታ ላይ መድረስን ስለምፈልግ ማለት ነው። እባክህን ብዬ ተማጽኜ ልለምነው እችላለሁ ማለት ነው። እና እባክህን ተብሎ የሚለመን ወይም ደግሞ የሰዎች የሚጠይቁ የሚለምኑ ወይም የሚማፀኑ እንግዲህ ምንድነው የሆነ ጉዳይ የሆነ ችግር ውስጥ ሲገቡ ከዚያ ችግራቸው እንዲወጡ ወይም ደግሞ ለዚያ ችግር መፍትሄ ለማግኘት የግዴታ የዚያ ለዚያ ችግር የመፍትሄ አካል የሆነውን አካል ሰው ማለት ነው ወይም ተቋም ሊሆን ይችላል እሱን እንግዲህ ህጋዊ በሆነ መልኩ በአቅርቦት በትህትና እንደዚሁም ደግሞ ቃላትን ባላዘ በአላዝቤ አማካኝነት ተጠቅሞ እንግዲህ ሰውየውን በተለያየ ጉዳይ መለመን መማፀን መቻል ማለት ነው ጉዳያችንን ወይም ደግሞ እንግዲህ ከገባንበት ችግር በቀላሉ እንድንወጣ ማለት ነው ወይም አሁን ለምሳሌ ምንድነው? አንድ ተማሪ እንግዲህ ይማራል ትምህርቱን ይማራል በመጀመሪያ ከዚያ በኋላ ፈተና ይፈተናል ፈተና ሲፈትል ሊወድቅ ከማለፌው በታች ሊሆንበት ይችላል ከዚያ መምህሩ ምን ሊለው ሊለው ይችላል

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ ማለት ነው። አሁን ወደ ቃለ መጠይቁ እንሄዳለን። የተጠቃሚ ስም ይላል እንግዲህ የተጠቃሚ ስም ሲባል በዋናነት ምንድነው? በእንግሊዝኛው ዩዘር ኔም የምንለውን ያመለክታል ማለት ነው። እና የተጠቃሚ ስም ስንል እንግዲህ የምንጠቀመው ነገር አለ ለዚያ ለምንጠቀመው ነገር ደግሞ ራሳችንን የምንለይበት እኛና ያ የምንጠቀመው ነገር የምንግባባበት ራሱን የቻለ። እንግዲህ ይለፍ ቃል ይኖረናል ማለት ነው። ወይም ደግሞ ከይለፍ ቃሉ ጋር አብሮ ይለፍ ቃሉንና ይለፍ ቃሉንና ወይም ደግሞ ይህንን የተጠቃሚ ስሙን በማናበብ በትክክል የሰጠነውን መመሪያችንን። እኛና ሲስተሙ እንድንተዋወቅ የሚያደርገን እንግዲህ ካራክተር ነው ማለት ነው። የተጠቃሚ ስም ስንል ማለት ነው። ይሄን ስል እንግዲህ በተለይ በተለያዩ የማህበራዊ ሚዲያዎች ማለትም በተለያዩ ኢንተርኔት የኢንተርኔት ድረ ገጾች መተግበሪያዎች ወይም ደግሞ የኮምፒውተር ሲስተሞች ላይ ራሳችንን ለመለየት የሚያገለግል ልዩ የአንድ ጊዜ ብቻ የሚመዘገብ የመታወቂያ ስም ይሆናል ማለት ነው። ያ ማለት እንግዲህ እኛ ሁላችንም። የተለያዩ የማህበራዊ ሚዲያ ተጠቃሚዎች ነን ለምሳሌ እንደ እንደ ፌስቡክ እንደ ኢሜል። እንደዚሁም ደግሞ ቴሌግራም እና ሌሎቹንም አይነት ስለዚህ ወደ እነዚህ ፋይሎቻችን ወይም ደግሞ ወደ እነዚህ ገጾቻችን ማንም ሰው በቀላሉ ሊገባ አይችልም። ምክንያቱም እነዚህ ነገሮች አንድም በተጠቃሚ ስም ተደብቀዋል ሁለትም ደግሞ በይለፍ ቃል ታስረዋል ማለት ነው። ስለዚህ በተመሳሳይ ጊዜ የተጠቃሚ የሆነ ስምና የተጠቃሚ ስምንና እንደዚሁም የይለፍ ቃልን ብቻ እነዚህን ያወቀ ታወቀ በአጋጣሚ ማለት ነው። ወደ ገጻችን ውስጥ ገብቶ ፋይላችንን መመርመር ይችላል። ነገር ግን እነዚህ ነገሮች ደግሞ ሚስጥራዊ ስለሆኑ ማንም ሊያውቃቸው አይችልም። ያ ማለት እኔና ያንን ኮምፒውተሩን የምከፍትበት የምከፍተው ኮምፒውተር ወይም ስልካችን ብቻ ነን የምንተዋወቅ ማለት ነው። ስለዚህ ኮምፒውተሩ ወይም ደግሞ ኢንተርኔቱ እኔን የሚያውቀኝ የተጠቃሚ ስም ይሄንን እና እንደዚሁም የይለፍ ቃሌን በትክክል ስሰጠው ያንን ነገር በመጀመሪያ ደረጃ እኔ ክሬት እንዳደረኩትኝ ወይም ደግሞ የኔ እንደሆነ ያምንልናል ማለት ነው። አምኖ በመረዳት እንግዲህ ገጹን ይከፍትልኛል ማለት ነው። ከዚያ በኋላ ይሄንን የዩዘር ኔም የዩዘር ትክክለኛ የዩዘር ኔሜን እና እንደዚሁም የይለፍ ቃሌን በትክክል ስሰጠው ቀጥታ እሱ ደግሞ ትክክለኛ የዚህ ባለቤት ነው። ይሄንን በር እያንኳኳ ያለ ይልና በቀጥታ ይከፍትልኛል ከዚያ በኋላ ገባና እንግዲህ የምፈልገውን ስራ ሰርቼ የምወጣ ይሆናል ማለት ነው። ኢሜልም ከሆነ ኢሜል አደርጋለሁኝ ቴሌግራምም ከሆነ እንግዲህ የምፈልገውን ፋይል አታች አደርጋለሁ ወይም ደግሞ የተላከልኝን ፋይልም ከሆነ ላወርድ እችላለሁ ወይም ደግሞ እዚሁ መስመር ላይ እያለ አይቼ መልእክት እንግዲህ መልእክቱን ላስተላልፍ እችላለሁ ማለት ነው። እንደዚሁም ደግሞ ዩቲዩብ ሊሆን ይችላል ወይም ደግሞ ፌስቡክ አይነት የተለያዩ ማህበራዊ ሚዲያዎች ሊሆኑ ይችላሉ። ዙሮ ዙሮ ምንድነው? የተጠቃሚ ስም ሲል አንድ አንድ አንድ ሰው ማለት ነው። ኢንተርኔት ሲጠቀም ኢንተርኔት እንግዲህ የተለያዩ ድረ ገጾችን ነው እያካተተ ያካትታል ማለት ነው። እንደ ፌስቡክ እንደ ቴሌግራም እንደ ዩቲዩብ ቲክቶክ እና ሌሎችንም ስለዚህ እነዚህን ሚዲያዎች ሲጠቀም ማለት ነው። በራሱ ፕሮፋይል በራሱ ሊንክ ይፈጥራል ማለት ነው። የራሱ የሆነ ገጽ ይፈጥራል ያ ገጹ ምንድነው? አንድም በተጠቃሚ ስም ሁለትም ደግሞ በይለፍ ቃል እንግዲህ ምን ይባላል ማለት ነው። ይታሰራል ይዘጋል ማለት ነው። ስለዚህ ያንን ዘግቶ ነው እንግዲህ የራሱን ገጽ የሚፈጥር ከዚያ በኋላ በዚህ ይቆልፈዋል ማለት ነው። ይህንን የተቆለፈ በር ምንድነው? በትክክለኛ የተጠቃሚ ስምና በትክክልም የዚያን ተጠቃሚ ስም ከጻፈ በኋላ በትክክል የይለፍ ቃሉን ሲጽፍለት ይሄ የተለያዩ ማህበራዊ ሚዲያዎቹ እንደየሚዲያዎቹ ማለት ነው። ፌስቡክም ከሆነ ፌስቡክ እንግዲህ በትክክል የይለፍ ቃሉንና የተጠቃሚ ስሙን ሲሰጠው በቀጥታ ምን ያደርጋል ማለት ነው። ፔጁን ይከፍትለታል ወይም ደግሞ ገጹን ይከፍትለታል ማለት ነው። ከዚያ በኋላ የሚፈልገውን ስራ ሁሉ ገብቶ ይሰራል ወይም ደግሞ ማየት የሚፈልገውን መረጃ ደግሞ በመሄድ ያንን መረጃ እንደአስፈላጊነቱ ተረድቶ አንብቦ ይወጣል ማለት ነው። ወይም ደግሞ መስጠት ያለበት አስተያየት ካለም አስተያየት ይሰጣል ማለት ነው። እና በዋናነት እንግዲህ ይሄ ተጠቃሚ ስም የሚለውና የለፍ ቃል አብረው ብዙ ጊዜ እንግዲህ አንድ የኢንተርኔት ድረ ገጽ ስንፈጥር እነዚህ አብረው የሚሄዱ ከእነዚህ ግን አንደኛውን ከሳትነ በምንም ታምር ቢሆን ገጻችን ሊከፈት አይችልም። ምክንያቱም ሌባ ነው እያንኳኳ ያለ ብሎ በሩን ጥርቅም አድርጎ ዘግቶ ነው የሚይዝብን

እሺ አመሰግናለሁ እንደተለመደው እንግዲህ በቅድሚያ ቃለመጠይቁን በድምጽ አሰምቼ አነባለሁ ከዛ በኋላ ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለመጠይቁ ቃለመጠይቁ ምን ይላል ልምድ ይላል? እንግዲህ ልምድ ስንል ምን ማለት ነው? የልምድስ ጠቀሜታው ምንድነው? የአንድ ሰው ልምዱ። ልምዱ ለምን አገልግሎት ይጠቅመዋል የሚሉና ሌሎችንም ጥያቄዎችን እያነሳሁኝ። በዚች አጭር ጊዜ ውስጥ ትንታኔ የማቀርብ ይሆናል ማለት ነው። እንግዲህ የስራ ልምድ ሲባል ሰምተን እናውቃለን ሁላችንም ቢሆን የስራ ልምድ አምጣ ይባላል ያ ማለት ምን ማለት ነው? ልምድ ማለት በመጀመሪያ ደረጃ እንግዲህ ልምድ የሚለውን ቃል ስንተረጉመው ማለት ነው። አንድ ግለሰብ በተግባር በስራ ወይም ደግሞ በህይወት ሂደት ውስጥ የሚያልፍበት የሚያየው ወይም ደግሞ የሚማረው ከአካባቢው ከትምህርት ቤት ከስራ ቦታ። ከየትኛውም አይነት ቦታ ላይ ሊሆን ይችላል የሚማረው እውቀት ወይም ደግሞ ክህሎት የሚገበይበት። አጠቃላይ ሂደቱ ነው እንግዲህ ይሄ ሰውዬ። ልምዱ ልምዱን እውቀቱን የተለያየ ብቻ በአንድ ስራ ውስጥ ስራውን እየሰራ እያለ ስለዚህ ያ ስራ አሰራሩ አፈጻጸሙ ተግባሩ የሚፈጅበት ጊዜ እንዴት እንደሚሰራ ማን እንደሚሰራው መቼ እንደሚሰራ የሚያስፈልገው ነገር ያን ስራ ለመስራት። ይህንን ሁሉ ጠቅላላ። ልምድ ማለት ነው ይሄን ሁሉ ጠቅላላ እውቀት። የሚያገኝበት ምንድን ማለት ነው? ክህሎት ማለት ነው የያዘበት ከህሎቱ ማለት ነው። ይሄ ደግሞ ከጊዜ ርዝማኔ የሚገኝ እንጂ እንዲሁ በአጭር ጊዜ ዝም ብሎ በአንድ ጊዜ የሚገኝ ልምድ አይደለም ወይም ክህሎት ወይም ደግሞ ችሎታ አይደለም ማለት ነው። ስለዚህ ማንም ሰው ቢሆን እንግዲህ በስራው በእያንዳንዱ ስራ ተቀጥሮ ሲሰራ። ከጊዜ ብዛት ብዙ ነገሮችን እያዳበረ ወይም ደግሞ እያበለጸገ ይመጣል ማለት ነው። ለምሳሌ አሁን እኔ አሁን መምህር ነኝ መምህር ሆኜ ገና በመጀመሪያ አመት ተቀጥሬ ሳስተምር። የምሰጠው ትንታኔና ዛሬ ላይ ግን ምናልባትም ከአስር ከአስራ አንድ አመት በኋላ እዚያው ያንኑ ትምህርት ሳስተምር የምሰጠው ለሳይንሱ የምሰጠው ትንታኔ ወይም ማብራሪያ። በፍጹም የማይገናኝ ነው ያ ማለት ምን ማለት ነው? በቃ ከጊዜ ብዛት ልምድ አግኝቻለሁ ማለት ነው። ልምድ ያገኘ ሰው ደግሞ ማለትም ልምድ ያለው ሰው ደግሞ። ስራዎችን በተሻለ ጥራት እና በተሻለ ቅልጥፍና የመስራት ብቃቱ ከፍተኛ ይሆናል ማለት ነው። ስለዚህ ልምድ አንድን ስራ ለመስራት። በሰለጠነና ቀልጣፋ በሆነ ቀልጠፍ ባለ መልኩ ወይም ደግሞ ጥራት ባለው መልኩ ስራን ለመስራት እንግዲህ በዚያ ስራ ላይ የግድ ልምድ ያስፈልጋል ማለት ነው። ስለዚህ ልምድ ስንል ምን ማለታችን ነው? በእንግዲህ ያ ሰውዬ ከጊዜ ብዛት አንፃር። የሚሰራው ስራ እንዴት እንደሚሰራ ማን እንደሚሰራው እንዴት? እንዴት? መቼ እንደሚሰራ እንደውም ስራውን ለመስራት የሚያስፈልጉ ነገሮች እንግዲህ እያንዳንዳቸው ግብአቶች ሊኖሩ ይችላሉ እነሱን ሁሉ። ግልጽ በሆነ ቋንቋ ተንትኖ ወይም ደግሞ ማብራራት የሚችል እና እንደዚሁም ደግሞ። ከማወቅም በላይ ደግሞ ራሱ እሱ በስራ በመግለጽ የበቃ ተግባራዊ ማድረግ የሚችል። ልምድ ወይም ደግሞ ክህሎት እያለን ነው ማለት ነው። ስለዚህ ልምድ እንግዲህ ለማንኛውም ሰራተኛ የስራ ልምድ በቃ ወሳኝነት አለው ማለት ነው። እና የስራ ልምድ ስንል እንግዲህ ምን ማለታችን ነው? በዚያ የተለያዩ የስራ አይነቶች አሉ በእነዚያ በተለያዩ የስራ አይነቶች ውስጥ። እያንዳንዱ ሰው እንግዲህ በእያንዳንዳቸው የስራ ስራ መስኮች ውስጥ ማለት ነው። ልምድ ይኖረዋል ያ ማለት ገና መጀመሪያ ፍሬሽ ሆኖ ከተቀጠረበት ጊዜ ጀምሮ። እንግዲህ ቀስ እያለ አካባቢውን እያየ ሰዎች ሲሰሩ እያየ እንዴት እንደሚሰራ ከአንድ ጊዜ ስተቱ ራሱ ብዙ ነገር ይመራል እና። ከስህተቱ እየተማረ ራሱ ሰው እንኳን ምንም የሆነ አዲስ ነገር ባይሰጠውም እንኳን ራሱ እሱ በራሱ ከስህተቶቹ ብዙ ነገር እየተማረ ብዙ ልምድ ያገኛል ማለት ነው። ስለዚህ። ልምድ ያለው ሰው ደግሞ በቃ ነገ ከነገ ወዲያ ስራዎችን በተቻለ መጠን። ጥራት ያላቸው እና እንደዚሁም ደግሞ። በተቀላጠፈ ሁኔታ ስራዎችን ለመስራት በቃ የተለየ ክህሎት ይኖረዋል ማለት ነው። ስለዚህ ለምሳሌ። ምንድነው? አንድ ፍረሽ ሆኖ። አንድ ማነው? አንድ ለምሳሌ። ማስተርስ ዲግሪ ሆኖ። ፍሬሽ ለመምርነት ፍሬሽ የሆነና አንድ ዲግሪ ሆኖ። አስር አመት ሲያስተምር የቆየን ሰው እኩል እኩል እንገምግማቸው ተብሎ ቢታይ። አስር አመት የስራ ልምድ ያለው ዲግሪው። መምህር። በእጅጉ ፍሬሽ ሆኖ ከሚቀጠረው የማስተርስ መምህር በእጅጉ ይልቃል ወይም ደግሞ ያድጋል ወይም ደግሞ የተሻለ የትምህርት አሰጣጥ ብቃት ይኖረዋል። ለምን? ከልምድ አንፃር ብዙ ነገሮችን እያወቀ እየሰለጠነ እየበቃ ስለሚመጣ ማለት ነው። ስለዚህ ልምድ ስንል በሌላ አገላለጽም ብቃት ማለት ነው። ብቃት ስንል ደግሞ ነገሮችን የማስረዳት የመተንተን። ወይም ደግሞ አንድን ስራ የመስራት ችሎታው ወይም ብቃቱ እያለ

እሺ ሰላም ሰላም እንዴት ዋላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለመጠየቀን በድምጽ አሰምቼ ካነበብሁ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። ይህንን የማደርግበት በዋናነት። ይሄ የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ። ይሄን አውዲዮ ለሚከታተል እያንዳንዱ አድማጭ ማለት ነው በግልጽ ሀሳቡን እንዲረዱት ለማስቻል ስለሆነ በጣም ጥሩ መስሎ ስለታየኝ ነው ማለት ነው። ስለዚህ ባለመጠየቁ ምን ይላል ራስ ይላል? እንግዲህ ራስ የሚለው ራስ ማለት ምን ማለት ነው? ራስስ በተለየ ሁኔታ ከሌሎች የሰውነት ክፍሎቻችን ምን ጥቅም ይሰጣል የሚሉትን እና ሌሎችንም ጥያቄዎች እያነሳሁኝ። የትንታኔ ወይም አብራሪ የምሰጥ ይሆናል ማለት ነው። አሁን ወደ ትንታኔው እንግዲህ እንደሚታወቀው ከራስ ፀጉራችን እስከ እግር ጭፍላችን ድረስ የተለያዩ የሰውነት ክፍሎቻችን አሉ። ስለዚህ ከላይ ያለው በተለይ ይሄ የአእምሮን አእምሮን በአጠቃላይ። ጠንካራ በሆነ አጥንት ሸፍኖ የሚይዘው አእምሮአችንን ማለት ነው ወይም ጭንቅላታችንን ማለት ነው። ይህንን ጭንቅላታችንን ጠንከር ባለ አጥንት ሸፍኖ የሚይዘው የተለየ የሰውነት ክፍላችን ምን ይባላል ማለት ነው? ራስ ይባላል ማለት ነው። ስለዚህ ራስ ስንል ብዙ ጊዜ ሁለንተና ነገራችን ማለት ራስ የሁሉም ነገር መሪ ነው። ማለትም እንግዲህ ለምሳሌ ጥፍራችንን እንኳ ራሱ ጥፍራችንን የእግራችንን ጥፍር ቢያመን። በቀጥታ ህዶ ስሜቱ ሚሰማን ራሳችን ላይ ነው ራሳችንን ነው የሚያምን። እጃችንን አሁን የሆነ ነገር ቢቆርጠን ወይም ደግሞ እጃችን በሆነ ነገር ቢታመም። በቀጥታ ህዶ የሚያምን የትኛውን ነው ራሳችንን ነው። ስለዚህ የሁሉም የሰውነት ክፍላችን ቁጥጥር የሚያደርገው የአእምሮአችን ክፍል ያለ እዚህ ራስ ቅላችን ውስጥ ነው ማለት ነው። ስለዚህ ራስ ስንል ከአንገት በላይ ያለውን የሰውነታችንን ክፍል ነው። ስለዚህ ሁሉን የሰውነታችንን እንቅስቃሴ የሚቆጣጠረው አይምሮ እዚህ በራስ ውስጥ ካለ ራስ ደግሞ የተለየ ጥንቃቄ ሊደረግለት ይገባል ማለት ነው። ማለትም ከፀሀይ ብርሃን ከአዋራ ከየትኛውም አይነት ቆሻሻ። ንጹህ መሆን አለበት ማለት ነው ስለዚህ ራሳችንን መጠበቅ አለብን ማለት ነው። እንደውም ምን ይባላል መሰላችሁ በዚህ በቋንቋው ሰዋሰዋዊ ዘዬ እንደው ብዙ ጊዜ የኢትዮጵያ ባህል መቼም ጥልቅ ነው ባህሉ ማለት በጣም ምስጢራዊ ነው። እና አሁን ራሳችን ማለት እንግዲህ በመጠን ሲታይ ከሌላው የሰውነት ክፍላችን አያነሰ ነው። ነገር ግን ሁሉንም ከአንገታችን ይዞ እስከ እግር ጥፍራችን ድረስ ያለውን የሰውነት ክፍል ጠቅላላ ሁሉንም ነገር የሚቆጣጠረው። እንግዲህ የጭንቅላታች ላይ ያለ ማነው ራሳችን ላይ እያለ አእምሮአችን ወይም ደግሞ ጭንቅላታችን ይሆናል ማለት ነው። ይሄ አእምሮአችን ሁሉን ነገር ተቆጣጥሮ እንደአስፈላጊነቱ መልስ ይሰጣል ማለት ነው። ለሁሉም ነገር እንግዲህ በጣም ትልቁ የሰውነት ክፍላችን ትልቁን ስራ የሚሰራው የሰውነት ክፍላችን የሚገኝ የት ነው ማለት ነው? አናታችን ላይ ነው ማለት ነው። እና እንደው ለምሳሌ አሁን እባብ አሁን ክፉ ነገር ነው ይሄንን እባብ ማለት ነው። ራሱን አንድ ጊዜ ከተመታ ደብ ነው ሚል አይቆይም ይሞታል። እና ራስ ምን ያክል ሴንሲቲቭ የሆነ የሰውነት ክፍላችን እና በቃ በጣም ጥንቃቄ የሚያስፈልገው እንደሆነ ከዚህ መረዳት እንችላለን። ለምሳሌ ሰው እግሩን ተቆርጦ ምንም ችግር ሳይደርስበት በህይወት ይኖራል። ራሱን ግን ትንሽ እንኳን ቢመታ ራሱ በቃ የለም ይስጣል ማለት። ምን ያክል የተለያዩ የሰውነት ክፍሎቻችን ሁሉ በራስ አእምሮ ውስጥ ራስ ጭንቅላት ውስጥ ባለው አእምሮ። ቁጥጥር ላይ እንደሆኑ ያው ይሄ ምሳሌ እንግዲህ ልዩ ማስረጃ ይሆናል ማለት ነው። እና ምንድነው? ራስ እንግዲህ አሁን እንደው እንደዋና እንደ ትልቅ የአንድ ነገር ዋና ሀላፊነትን ወይም ደግሞ ስለ አንድ ነገር ትልቁን ሚና የሚጫወተው እንደሆነ ለመግለጽ ሲሉ ማለት ነው። በተለይ ያለፉት ነገስታት በኢትዮጵያ የስራተ መንግስት ምስረታ ላይ። እንግዲህ ምንድን ነበር ራስ እከሌ እየተባለ ይጠራ ነበር ማለት ነው። ያ ማለት። ምን ያክል እንግዲህ ራስ ተፈሪ ሲባል አሁን ራስ የሚለው እንግዲህ የሰው የንጉሱ ስም አይደለም ራስ የሚለው። ምን ያክል ንጉሱ ሀገሪትን የመምራት ሀገሪትን የማንቀሳቀስ ብቃት እንዳለው እና ያለሱ ምንም ምን መሆን እንደማትችል ሀገሪቱ ለማመልከት ሲባል ማለት ነው። ራስ የሚለውን ትልቁን የሰውነት ክፍላችንን የተሰጠው የተሰጠውን ስያሜ የተሰጠው ራስ ተፈሪ እንዲባል አደረገው ማለት ነው። ያ ማለት ምን ያክል ለዚች ለሀገራችን በወቅቱ ይሄ ራስ ተፈሪ የሚባለው ሰውዬ ምን ያክል እንግዲህ ትልቁን ሚና ይጫወተው እንደነበር ለማጠቀስ ማለት ነው። ስለዚህ ራሳችንም ይሄንን ጠቅላላ የተለያየ የሰውነት ክፍላችንን ተቆጣጥሮ የሚያዝዘው ይሄ ራሳችን ይሆናል ማለት ነው

እሺ አመሰግናለሁ እንደተለመደው በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነብና ለአለቃ መጠይቁ ማብራሪያ ወይም ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃል ለመጠየቁ ስድስት ይላል ስድስት እንግዲህ እንዲሁ ስናዬው ምንድነው ቁጥር ነው? ይሄም ቁጥር ደግሞ ምናልባትም በአምስት እና በሰባት መካከል የሚገኝ ያ ማለት ደግሞ የአምስት ተከታይ የሰባት ቀዳማይ ይሆናል ማለት ነው። እና መቁጠሪያ ቁጥር ነው። እንደዚሁም ከመሰረታዊ ቁጥሮች አንዱ ነው መሰረታዊ ቁጥሮች የምንላቸው ዜሮ አንድ ብለናል እስከ ዘጠኝ ድረስ ያሉት ናቸው። ሌሎቹ ግን ይኸው ድራይቭድ ሆነው ስለሚመጡ ማለት ነው። እና ስድስት ለምሳሌ በየትኛውም ማለፍተ ነገር ሲገባ ማለት ነው። የስም ገላጭ ሆኖ ነው የሚመጣ ማለት ነው። የስም ገላጭ ስንል እንግዲህ ቁጥሩን ያ የስሙ ቁጥር ምን ያህል እንደሆነ ያንን የሚገልጽ የስም ገላጭ ሆኖ ይመጣል ማለት ነው። ስለዚህ ስድስት አንድም መቁጠሪያ ቁጥር ነው። ሁለቱም ደግሞ በአምስት እና በሰባት መካከል የሚገኝ የሰባት ቀዳማይ የአምስት ደግሞ ተከታይ የሆነ ቁጥር ነው። እንደዚሁም ደግሞ ስድስት ስንል ለምሳሌ ስም ገላጭ ነው ስንል በዚህ መልኩ ደግሞ የተለያዩ አረፍተ ነገሮችን እየመሰረትን ማለት ነው። ልክ እንዴት አድርጎ ስምን እንደሚገልጽ ይኸው በምሳሌዎቹ ማየት እንችላለን ማለት ነው። ለምሳሌ ከሰባቱ እለታት ስድስቱን እለታት ጠንክረህ ስራ ብዬ ብል አሁን እንግዲህ ሰባት እለታት ተሰጠውናል ከሰኞ እስከ እሁድ ድረስ ማነው ከእሁድ እስከ ቅዳሜ ድረስ ያሉ? ስድስቱ ማነው ሰባቱ ውለታት አሉ። ከእነዚህ ሰባቱ ውለታት ውስጥ እንግዲህ እሁድ እንደቀረ ሌሎቹን ቀናት ስራን ጠንክረን እንድንሰራ እንግዲህ ትእዛዝ አለህ ማለት ነው። እንደየ እምነታችን ምናልባት ምናልባት ይሄ ሀሳብ የሚስማማው የማይስማማው ሊኖር ይችላል። ዙሮ ግን እንደ ኢትዮጵያ ኦርቶዶክስ እምነት ተከታይ እንደ ተከታይነቴ። ምንድነው? ከሰባቱ እለታት ስድስቱን እለታት ጠንክሬ ስራ መስራት እንዳለብኝ መጽሐፍ ቅዱስም ቢሆን ይጠይቃል ወይም ደግሞ ይጋብዛል ወይም ያበረታታል ማለት ነው። ያ ማለት በሰባተኛው ቀን ግን ከሳምንት አንድ ቀን ግን ፈጣሪህን አስብ ይላል። ያ ማለት ፈጣሪያችንን ለፈጣሪያችን ወይም ደግሞ እንዲህ በጤና እንድንኖር እንድንበላ እንድንጠጣ እንድንተነፍስ እንድንንቀሳቀስ ሁሉን ነገር ለፈቀደልን አምላክ ቢያንስ ከሳምንት አንድ ቀን ለሱ የምስጋና ቀን ሰጠን እንግዲህ ማመስገን ስላለብን ማለት ነው። ሌላውን እንግዲህ ማለት ነው ዘጠና ዘጠና ዘጠና ዘጠናውን ፐርሰንት ማለት ነው ለእኛ ለግል ፍላጎታችን የሚሆን ስራ እየሰራን እንድንኖር ይጋብዛል ማለት ነው። እና እንግዲህ ስድስቱ እለታት ስንል ከሰኞ እስከ ቅዳሜ ያሉትን ያካትታል እሁድን ግን እረፍት አድርጉበት ነው። የሚለው እና ስድስት ለምሳሌ የስንት ገላጭ ነው ስንል ከሰባቱ እለታት ስድስቱን ስድስቱን እለታት ስል አሁን ስድስት እለታት ስል ስድስት ምን የሆነ እለታትን ብዬ እጠይቃለሁ ማለት ነው። ስለዚህ እለታት የሚለውን ቃል ማለት ነው። በቁጥር ስንት እንደሆኑ ግልጽ አድርጎ የሚያሳውቀው ይሄ ስድስት የሚለው ቁጥር ይሆናል ማለት ነው። እንደዚያም ስድስት የሰም ገላጭ ነው ብዬ ልናገር እችላለሁ ማለት ነው። በሌላ መልኩም ለምሳሌ ስድስት ስድስቱ በሬዎች ወደ ገበያ ሄዱ ወይም ደግሞ ስድስቱ በሬዎች ከገበያ አልተመለሱም ብል አሁን ወይም ወደ ገበያ ለሽያጭ መሄዳቸውን ነው ወይም ደግሞ ገበያ ከሄዱ በኋላ እዚያው ተሽጠው መቅረታቸውን እና ወደ እውነትም ወደ ቤታቸው ባለቤቱ ይዟቸው አለመመለሱን የሚያጠይቁ ወይም ደግሞ የሚተነትን አረፍተ ነገር ይሆናል ማለት ነው። በሌላ መልኩም ደግሞ ለምሳሌ ስድስቱ ብለነ የሆነ ስም እናመጣለን ስድስቱ ቃላተ ወንጌል እንላለን ለምሳሌ አስርቱ ቃላተ ወንጌል። ስድስቱ እለታት ስድስቱ እያልን ብቻ ስድስት ከሚለው በኋላ የሚመጣው ቃል ምንም ይሁን ምን ማለት ነው። ስም ነው የሚሆነው። ሊሆን የሚችለው ከዛ ከዚያ ደግሞ ስድስት የሚለው ደግሞ ምንድነው? የዚያ ስም ገላጭ ወይም ደግሞ የሚተነትን ያንን ስም አጉልቶ የሚያሳይ የስም ገላጭ ይሆናል ማለት ነው። ለምሳሌ አሁንም ስድስት ብር ብለን በስድስት ብር ብዬ ብል አሁን ብር የሚለውን ስም ስንት እንደሆነ በስድስት በሚለው ቁጥር ማለት ነው። ጎልቶ እንዲታይ ቁጥሩ ስንት እንደሆነ አጉልቶ የሚያሳይ ይሄ እንግዲህ ስም ገላጭ ይሆናል ማለት ነው። ስለዚህ በዚህ ርዕስ ላይ ያለኝ ጠቅላላ ሀሳብ ይሄን ይመስላል። እንግዲህ በተለያዩ ጉዳዮች ደግሞ ተመልሼ የምመጣ ይሆናል እስከዚያው ሰላም ቸር ይግጠመን በማለት በዚሁ ሀሳቤን እጨርሳለሁ አመሰግናለሁ።

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላም ደግሞ ለቃለ መጠየቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ እንሄዳለን ማለት ነው። ቃለ መጠይቁ ምን ይላል? ቅርብ ይላል እንግዲህ ቅርብ የሚለውን ቃል እንዲሁ ስናየው ምንድነው ማለት ነው? ሩቅ ለሚለው ቃል ተቃራኒ ሆኖ ይመጣል ማለት ነው ያ ማለት ቅርብ ስንል አሁን በርቀታቸው ነው በርቀተ አንግላቸው። ምን ያክል የተጠጋ እንደሆነ የሚያመላክት ይሆናል ማለት ነው። ያ ማለት ለምሳሌ ቅርብ ስል ምናልባትም በአንጻራዊነት መልኩ ነው የሚገለጸው እርዝመቱ ወይም ደግሞ ርቀቱ። አጭር ነው ያልን ነው ማለት ነው። ለምሳሌ ከደብረ ማርቆስ ከደብረ ማርቆስ ሉማሜ በጣም ቅርብ ነው። ብዬ ብል እንግዲህ ከደብረማርቆስ ከተማ ይዞ እስከ ሉማሜ ከተማ ድረስ ያለው። ርቀት በኪሎ ሜትር ወይም በሜትር ሲለካ እጅግ በጣም ቅርብ መሆኑን ወይም ደግሞ ጠባብ ሁለታቸው ያሉበት መገኛቸው ቅርብ ለቅርብ ናቸው እያልኩ ነው ማለት ነው። ስለዚህ ቅርብ ስል ምንድነው በሌላ አገላለጽም እንደው የዝምድና ሀረግንም ያጠቅሳል ማለት ይቻላል። ለምሳሌ ያንተና ያለሚቱ ዝምድና እንዴት ነው ብዬ ብጠይቅ አረ ዝምድናችን በጣም ቅርብ ነው ሊባል ይችላል። አሁን ብቻ እንግዲህ ቅርብ የሚለውን ቃል ምንድነው? እንደ በየ እንደ እያረፍተ ነገሩ ማለት ነው እንደገባበት አውድ የተለያየ ትርጉም ነው። ይዞ የሚመጣ ያ ማለት ምንድነው? ያንተና ያለሚቱ የዝምድና ግንኙነት እንዴት ነው ስል ቅርብ ነው ሲባል ምን ማለት ነው? ይሄ ይቺ አለሚቱና ይሄ ሰውዬ ማለት ነው። ምናልባትም እህትማማች ሊሆኑ ይችላሉ ወይም ደግሞ የአክስት ልጅ እና የአጎት ልጅ ሊሆኑ ይችላሉ። ብቻ በጣም የዘር ሀረጉ በጣም ያልረዘመ ያልተለጠጠ ቅርብ ዝምድና ያላቸው ናቸው ማለት ነው። እንጂ ቅርብ ነን ሲል አሁን ለምሳሌ በቦታ ከቦታ አንፃር ቅርብ መሆናቸውን አይደለም የሚያገልጸው። ለምሳሌ አሁን አበበ የተባለና አለሚቱ የተባሉ ሰዎች አበበና አለሚቱ ባልና ሚስት ሁነው ሁለት ልጆች ወለዱ እነዚህ ልጆቻቸው ደግሞ መልሰው ሌላ ልጆች ወለዱ ስለዚህ የአበበና ያለሚቱ ልጆች ለምሳሌ ድረስና እመቤት ቢባሉ ድረስ እና እመቤት ደግሞ የሆኑ ልጆች ቢወልዱና እነዚህ ልጆች እንግዲህ ለአበበና ለአለሚቱ ግንኙነታቸው እጅግ በጣም ቅርብ ነው የልጅ ልጅ ናቸው ማለት ነው። የልጆቻቸው ልጅ ናቸው ማለት ነው የልጅ ልጅ ስለዚህ በዝምድና ወይም ደግሞ በዝምድና ሀረግ ወይም ደግሞ በጤም ወይም ደግሞ በስጋ ትስስራቸው እጅግ በጣም በስጋ ትስስራችን ቅርብ ነን ተመሳሳይ ነን የዝጋ የስጋ ዝምድናችን በጣም የተቀራረበ ነው እያለ ነው ማለት ነው። ለምሳሌ እንደገና ይሄንኛውን አሁን በዚህ ምሳሌ ሰጥቼዋለሁ። በሌላ አውድ ደግሞ ለምሳሌ ቅርብ ሲባል የነገሮችን የመራራቅ ደረጃ በምን ያህል ዲግሪ በምን ያህል ርዝመት እንደሚራራቁ ለመግለጽም የምንጠቀምበት ቃል ነው። እና ለምሳሌ ምንድነው ከደብረ ማርቆስ እስከ ደጀን ብዬ ብል። በአንጻራዊነት እንግዲህ ማነው ከደብረ ማርቆስ ደጀን እና ከደብረ ማርቆስ አዲስ አበባ። ርቀቱ እንዴት ነው ብዬ ብል። አረ ከደብረ ማርቆስ ደጀን እኮ ቅርብ ነው ይባላል ያ ማለት እንግዲህ በአንጻራዊ መልኩ ከአዲስ አበባ ይልቅ ደጀን ለደብረ ማርቆስ እጅግ በጣም ቅርብ እንደሆነ በዚህ አረፍተ ነገር እንግዲህ በቀላሉ መረዳት እንችላለን ማለት ነው። ምናልባትም ቅርብ ሲባል ጊዜንም ሊያመለክት ይችላል ለምሳሌ አንተ ሚስት ምታገባ መቼ ነው? ስንለው ብዬ ስጠይቅ ለምሳሌ በቅርቡ ሚስት ሊያገባ የፈለገ ሰው አይ ጊዜው ደርሷል አሁን ነው ቅርብ ነው ሊለኝ ይችላል ያ ማለት በዚህ በአንድ አመት ውስጥ ወይም ደግሞ በዚህ ወር ውስጥ ሊሆን ይችላል። እንግዲህ ሚስት ሊያገባ እቅድ ይዟል ወይም ደግሞ አቅዷል ማለት ነው እና ቅርብ ስንል። አንድም የጊዜ ርዝማኔን ያጠይቃል ማለት ነው። ማለትም አረ መቼ እንሰብሰብ ይሄንን በዚህ ርዕሰ ጉዳይ ስብሰባ አንድ ቀን መገናኘት አለብን መቼ እንሰብሰብ ብዬ ስጠይቅ? አይ ቀኑ እየሄደ ነው በቅርብ መሰብሰብ አለብን ቢለኝ አሁን በቃ በዚህ ሳምንት ውስጥ ጊዜ ብዙ ጊዜ አያስፈልገውም ወዲሁኑ መሰብሰብ መቻል አለብን ለማለት የተገለጸ ይሆናል ማለት ነው። እና ቅርብ ስንል አንድም ጊዜን ያመለክታል ሁለትም ደግሞ በሁለት ቦታዎች መካከል ያለውን ርቀት ያጠይቃል። ሌላም ደግሞ በሌላ መልኩ ደግሞ ምናልባት የስጋ ትስስር ሰዎችን የስጋ ትስስር ደረጃቸውን ምን ያክል የተራራቁ ወይም ደግሞ ምን ያህል የተቀራረቡ ለመሆናቸው ያንን የሚያትትም ይሆናል ማለት ነው። እና ቅርብ ስንል ብዙ ጊዜ አረፍተ ነገ ቃሉ በአረፍተ ነገር ውስጥ ገብቶ ሲዋቀር ብቻ ነው ትርጉሙ የሚታወቅ ማለት ነው። ከዚያ ውጪ ግን

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ቃለ መጠይቁን በድምጽ አስምቼ አነባለሁ ከዚያ በኋላ ደግሞ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምትሰጥ ይሆናል ማለት ነው። ቃለ መጠይቁ ምን ይላል ኦገስት ይላል? ዋው ደስ የሚል ቃል ነው እንግዲህ ኦገስት ስንል ምናልባትም በእኛ በኢትዮጵያ የቀን አቆጣጠር መሰረት ኦገስት። የመጨረሻ አስራ ሁለት አስራ ሁለተኛው ወር እና እንደዚሁም ደግሞ ወቅቱ እጅግ በጣም እጅግ በጣም ከባድ የሆነ ማለትም የሰማይ ነጎድጓዱ ዝናቡ ከላይ የሰማይ ነጎድጓዱ። ደመናው ጭጋጉ እንደዚሁም ደግሞ በረዶው በቃ ሁሉ ነገር በቃ የሰውን ህይወት የሚያስቸግር በቃ በጣም አስቸጋሪ ወቅት ይሆናል ማለት ነው። ይሄ አሁን የገለጽኋቸው ነገሮች ሁሉ እጅግ በጣም በብዛት እንግዲህ የሰውን የእለት ተእለት እንቅስቃሴ በጣም የሚገድቡና እንደዚሁም ደግሞ የሰውን ልጅ እንቅስቃሴ ነጻነት የማይሰጡ ነገሮች ናቸው። እንግዲህ ኦገስት ላይ እኛ ኦገስት ስንል ነሀሴ ማለት ነው በተመጣጣኝ ትርጉሙ በአማርኛ ቋንቋ ስለዚህ ነሀሴ ላይ ምንድነው? በቃ በጣም ዝናባማ ወቅት ነው በጣም ጭጋጋማ ነው ሁል ጊዜ። 24 ሰዓት ጉም ጥቅጥቅ ያለ ጉም ነው የሚፈጠረው ሁል ጊዜ በረዶ ይጥላል ስለዚህ። እንደዚህ በመሆኑ ደግሞ ምድሩ እንዳለ ጠቅላላ ማለት ነው በጣም ጭቃ ዋልካ ጭቃ የሚሆንበት ነው ያ ማለት። እስከ እግራችን ባላደርስ እንግዲህ በጭቃ እየጠለቅን ነው የምንንቀሳቀስ ማለት ነው እና እጅግ በጣም ሲበዛ ከፍተኛ የሆነ የዝናብ መጠን የሚመዘገብበት ወር ቢሆን። ኦገስት ወይም ደግሞ ነሀሴ ይሆናል ማለት ነው። ስለዚህ በዚህ ወቅት እንግዲህ የትም ቦታ ተንቀሳቅሶ እንደፈለጉት በፈለጉት ሰዓት ለመንቀሳቀስ አይቻልም ምቾት የለውም መንገዱም አይመችም። አንድም የውሃ ሙላት አለ ሁለቱም እንግዲህ ቅድም የገለጽኳቸው ተፈጥሮአዊ የሆኑ ክስተቶች ለምሳሌ። ጉም ሽፍን በማድረግ የት እንዳለን እንኳን ራሱ አቅጣጫችንን እንዳናውቅ ያደርገናል። ዝናብ ይደበድበናል እንደዚሁም በቃ ብዙ አይነት ተፈጥሮአዊ የሆኑ ክስተቶች የሚፈጠርበት ወር ነው ማለት ነው። ስለዚህ ኦገስት ለእኛ ለምሳሌ የመጨረሻው አስራ ሁለተኛው ወር ነው። እንበል እንጂ ምናልባትም እንደ አውሮፓውያን እንደሚቆጥሩ ሰዎች ደግሞ ኦገስት እንግዲህ ስምንተኛ ወራቸው ይሆናል ማለት ነው እንግዲህ አዲስ ዘመን ከተቀበሉ ስምንተኛ ወራቸው ይሆናል ማለት ነው። እና በእኛ ደግሞ እንግዲህ ኦገስት ሲመጣ ሁሌም ትዝ የሚለን ፍስለታ የምትባል ጾም አለች በተለይ ከነሀሴ አንድ ጀምሮ እስከ አስራ ስድስት ድረስ። በልዩ ሁኔታ እንግዲህ ህፃናት የሚጾሙት ጾም ነው የነሀሴ የነሀሴ ፍስለታ ጾም እየተባለ ማለት ነው። ነሐሴን በማይረሳ መልኩ በዚህ መልክ እንግዲህ እናስታውሰዋለን ማለት ነው። እንግዲህ ነሀሴ ምናልባትም ለሰው ልጅ እጅግ በጣም ከባድ የሚባለው ወር ለመሆኑ የተለያዩ ስነ ቃላት ይነገራሉ ምንድን ይባላል? ሀምሌን በዘራዘር፣ ሰኔን በዘራዘር ሀምሌን በጎመን ዘር። ነሀሴ በምን ባላ ይሻገሩሻላ እየተባለ ይዘፈንለታል ስለዚህ። ምን ያክል እንግዲህ ይሄ ነሀሴ ወቅት ወር ማለት ነው ለሰው ልጅ እንግዲህ በጣም አስቸጋሪ እንደሆነ በዚህ ስነ ቃል ራሱ መረዳት ይቻላል ማለት ነው። ያ ማለት ሰኔን በዘራዘር ሀምሌን በጎመን ዘር ነሀሴን በምን ባላ ይሻገሩሻል ማለት። እንግዲህ ሰኔ ላይ ዘር በመዝራት እንግዲህ በጣም በስራ ቢዚ ሆነን ማለት በስራ ተጨናንቀን። ወሩን ራሱ ሳናስበው ያልፋል። ሀምሌን ደግሞ ቅጠላ ቅጠል ጎመን እየበላን። በቃ ምንም ሳንቸገር ሳናስበው ወሩ በአንድ ጊዜ ይሄዳል። ነሀሴ ላይ ግን አንድም ውጭ ብንወጣ ጭጋግ ደመና ጉም ዝናብ ነው የሚደበድብን። እንደዚሁም ደግሞ ዝም ብለን ቁጭ ብንል ምዕራብ ነው የሚጫወትብን ምንም ነገር የሚገኝ የለም እና አስቸጋሪ ወቅት ነው እያሉ ነው ማለት ነው። ስለዚህ ነሀሴ በምን ባላ ይሻገሩሻል ማለት ነሀሴ፣ ፐየነሐሴን ወር የምናልፍበት ወይም ደግሞ ነሐሴን የሚያሸጋግረን ምንም አይነት እንግዲህ ተስፋ የሚጣልበት ነገር የለም። ስለዚህ ነሀሴ ለሰው ህይወት ላለው ነገር ሁሉ በጣም አሰቸጋሪ የሆነ ወቅት ነው። እንደኛ እንደ ኢትዮጵያውያን የቀን አቆጣጠር እያሉ ነው ማለት ነው። እንግዲህ ስነ-ቃላቸውን በተለይ ህፃናት እንደዚህ እያሉ አፋፍ ለአፋፍ ማለት ነው ሲሄዱ። ያው በሙዚቃ መልኩ ነው። ሲጫወቱት እንግዲህ እንሰማለን እና ይሄን ስንሰማ የልጅነት ትዝታ እንግዲህ ይቀሰቀሳል ማለት ነው። እና ነሐሴን ወደ ኋላ መለስ ብለን ስናስበው። ምን ያክል ምን አስቸጋሪ እንዲሆነው ወሩ ማለት ነው። ጭቃ በቃ በተለይ ከተማ ወጣ ካልነህ በቃ ቤታችን ለመግባት ራሱ በጣም ነው የምንቸገረው ያ ማለት። እንደውም ፍጹም ጫማ አድርጎ በነሀሴ መንቀሳቀስ በጣም ከባድ ነው። ስለዚህ ኦገስት በሚለው ያለኝ ጠቅላላ

እሺ አመሰግናለሁ እንግዲህ አሁንም ቢሆን ቃለመጠይቁን በመጀመሪያ በድምጽ አሰምቼ ካነበብኩ በኋላ ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ የምንሰጥ ይሆናል ማለት ነው። አሁን ወደ ካለመጠየቁ አይ ይላል አይ ሲል እንግዲህ ምን ማለት ነው? ምሬት ብሶት ስቃይን መካራን ወይም ደግሞ በችግር ለችግር መጋለጥን የሚጠቅስ ቃል ይሆናል ማለት ነው። እንግዲህ በተለይም ምንድን ይባላል? ብዙ ጊዜ እንደኛ አካባቢ ማለት ነው። ሰው አይ አይ በልብህ ይባላል አይ ማለት እየታዘነበት ነው እየታዘነለት ሳይሆን እየታዘነበት ነው ማለት ነው። እና ይህንን ቃል እንግዲህ መቼ እንናገረዋለን ለምን እንናገረዋለን? ደግሞ ወይም ደግሞ ይሄንን ቃል ምን አይነት እንግዲህ ችግር ያመጣል የሚለውንም? አጭር በሆነች ደቂቃ ውስጥ የራሴን ማብራሪያ የምሰጥ ይሆናል ማለት ነው። እንግዲህ ወደ ማብራሪያችን እንሄዳለን ማለት ነው። እና አይ ሲል አንድ ሰው ማለት ነው። እንግዲህ በ የሆነ ስራ ወይም ደግሞ የሆነ ችግር ወይም የሆነ ክስተት ተፈጽሟል ያ ክስተት ደግሞ መሆን የ ያልነበረበት ክስተት ነው። ነገር ግን እንግዲህ በአንድም በሌላም ክስተቱ ተፈጽሟል ድርጊቱ ተከውኗል። ስለዚህ አይ ብሎ ያዝናል ማለት ነው። ያ ማለት ይከፋል ይቸገራል ይጨነቃል ማለትም በቃ ከአቅሙ በላይ እንግዲህ በቃ ማድረግ አልችል ብሎ እንጂ በቃ በጣም ስሜቱ ተመቷል ስሜቱ ሞቷል ማለት ነው። በጣም በቃ ተጨንቋል ማለት ነው። እና አሁን ለምሳሌ ምንድነው? አንድ ደሃ ሰው አለ እንበል ምንም ምን የሌለው አንድ በሬ አንድ ብቻ አንድ በሬ ብቻ ያለው ያንን በሬም እንግዲህ እያቀናጀ ከሌላ ሰው ጋር እያቀናጀ እንግዲህ ከሁለት ቀን አንድ ቀን ነው ስራ የሚሰራበት በዚህ አበሬ ማለት ነው። ምናልባትም እንግዲህ በሬ አሁን ምናልባትም አንጫቆ በልቶ ሊሆን ይችላል ወይም ደግሞ ዋጅማ በልቶ ሊሆን ይችላል። ይሄ በሬ ይሞትበታል ብቻ በሆነ ችግር ምክንያት ይሞትበታል። የዛኔ ይህ ሰውዬ ምንድነው? የሚል አይ ይላል ማለት ነው አይ ብሎ ወደ ፈጣሪው ያዝናል ወይም ደግሞ ይተክዛል ወይም ደግሞ ያለቅሳል ወይም ደግሞ ስሜቱን ይገልጻል ወይም ደግሞ በቃ የደረሰበትን ስቃይ መከራ ለፈጣሪው በዚህ መልክ በምሬት መግለጽ ይፈልጋል ማለት ነው። ምሬት ስንል ጣዕምና እያልኩ አይደለም። ምን ያክል አስጨናቂ ነገር እንደሆነ የሚገልጽ ቃል። እንጂ ስለዚህ ይሄ ሰው ምንድነው? ማለት ነው። ምነው ከ ከሌለኝ ነገር ላይ ባዶ እንደሆንክ እያወቅክ ባዶ እንደሆንክ እያወቅክ ወይም ደግሞ ምንም ነገር እንደሌለኝ እያወቅክ ከዚህ በኋላ ተመልሼ ሰው የምሆንበት አቅም የለኝም። ያለኝንም ነገር ወሰድክብኝ ሥለዚህ እኔ ምን እንዳደርግ ይጠበቅብኛል? ከዚህ በኋላ እንደ ሰው ልጅ መኖር አልችልም። እያለ በቃ ማለት ኑሮውን ምርር ብሎ የሚያዝንበት የሚተከዝበት ወይም ደግሞ የሚ የሚያሳዝንበት ሁኔታ ነው የሚፈጠረው ማለት ነው። ስለዚህ ሃይ የሚለው በጣም እንግዲህ ከባድ የሆነ ቃል ነው። ዝሮ ዝሮ እንደየስሜቱ ሰው በጣም በከባድ ስሜት ነው የሚገልጹት ወይም ደግሞ በሌላ መልኩ እንግዲህ አይ የሚባልበት ምንድነው? ለምሳሌ አንድ አቅመ ደካማ ሰው ይኖራል። ይህንን አቅመ ደካማ ሰው በጉልበቱ እንግዲህ ጠንካራ ሰው ሊኖር ይችላል። ሁለት አንድ ጠ ጠ በአቅሙሞ ደካማና በአቅሙ ደግሞ ጠንካራ የሆኑ ሰዎች የሆነ ሰው ይኖራሉ እነዚህ ሰዎች እንግዲህ ምናልባትም ይሄ በአቅሙ ጠንካራ የሆነ ሰው እንደው ህሊና ቢስ ይሆናአል ማለት ነው። ማለትም ዝም ብሎ ወሮ በላ ዝም ብሎ ዱርዬ ወይም ደግሞ ዝም ብሎ በቃ ለህግ የማይታዘዝ ፈጣሪውን የማይፈራ። ዝም ብሎ አለ አይደለ ዝም ብሎ ወሮ በላ ዝም ብሎ ዘሎ ዝም ብሎ የፊ የፈለገውን አይነት ድርጊት የሚፈጽም ዝም ብሎ በቃ ማን ማን በእኔ ልክ ብሎ የሚያምን በጉልበቱ የሚመካ እንደዚህ አይነት ሰው። ስለዚህ ለምሳሌ ያንን ይሄ ሰው ማለት ነው ምናልባትም ጉልበት አለኝ ሀይሉ አለኝ አቅሙ አለኝ ዘመድ አለኝ ብሎ እንግዲህ በአቅሙ ወይም ደግሞ በኢኮኖሚው ደካማ የሆነን ሰው እንግዲህ ሆን ብሎ አውቆ ሆን ብሎ ሲያስከፈው ሲበድለው ሲያስቀይመው ይሄ ደግሞ እንግዲህ ምንም ማድረግ የማይችለው ምስኪኑ ድሃ ማለት ነው። ምን ብሎ ያዝናል ወይም ይተክዛል ማለት ነው። አይ ይላል ማለት ነው። የዚህን ጊዜ ወደ ፈጣሪው ምርር ብሎ እያዘነ እያለቀሰ እየተከዘ ነው ማለት ነው። ከዚያ በኋላ ምንድነው? የዚህን ምስኪን እምባ እና ሀዘን ልቅሶ ወይም ደግሞ መራራ ጸሎት እንግዲህ በምሬት የተ የታቀፈ ጸሎቱን ይሰማ እና እዚህ ጉልበታም ነኝ ባለ እረጢ ባለጌ ላይ ምንድነው ማለት ነው? መቅሰፍት ይልቅበታል ማለትም በቃ ጤናውን እንዲያጣ በሽተኛ እንዲሆን ወይም ደግሞ ሀብት ንብረቱን እንዲወድም ወይም ደግሞ ብቻ የሆነ ነገር የሆነ ችግር እንዲደርስበት ፈጣሪ ራሱ የራሱን መልስ ያዘጋጃል ማለት ነው። ስለዚህ በእንዲህ አይነት ሁኔታ ራሱ እንግዲህ ምንድነው ሰዎች ሲቸገሩ አይ ብለው ያዝናሉ ማለት ነው። እና ለማዘንም ለመተከዝም የሚያገለግል ቃል ነው ማለት ነው። ብዙ ጊዜ

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን በመጀመሪያ ደረጃ ቃለ መጠየቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ለቃለ መጠየቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ መተግበሪያ ይላል። መተግበሪያ ስንል እንግዲህ በዋናነት መረዳት ያለብን ምንድነው ወይም ደግሞ የምንረዳው ጽንሰ ሀሳብ ምንድነው? እንግዲህ እንደሚታወቀው ዛሬ ዛሬ ላይ እንግዲህ በተንቀሳቃሽ ስልኮቻችን በኮምፒተራችን ወይም በዲስክቶፓችን ላይ ሊሆን ይችላል። የተለያዩ ስራዎችን ለመስራት የተለያዩ የሶፍትዌር ፕሮግራሞችን እንጭናለን ማለት ነው። ስለዚህ እነዚህ የምንጭናቸው የተለያዩ የሶፍትዌር ፕሮግራሞች እንግዲህ እንደየ ፕሮግራሞቻቸው ይለያያል። ልዩ ልዩ ስራዎችን ለመስራት ወይም ደግሞ ለመጫወት ወይም ለመዝናናት ወይም ደግሞ እንግዲህ መረጃዎችን ለማግኘት ሊሆን ይችላል ምንድነው? እንጭናቸዋለን ኮምፒውተራችን ላይ ማለት ነው። ወይም ስልካችን ላይ ከዚህ ኋላ እነዚህ መተግበሪያዎች ደግሞ ለእኛ ምንድነው ማለት ነው። የተለያዩ ስራዎችን እንድንሰራባቸው በውስጣ እንግዲህ እነዚያን እየከፈትን ወይም ደግሞ በኢንተርኔት ከኢንተርኔት ጋር በማያያዝ ምንድነው ማለት ነው። የተለያዩ ስራዎችን ወይም ደግሞ የተለያዩ መረጃዎችንም እንድናገኝ ያስችሉናል ማለት ነው። ለምሳሌ እንግዲህ ከተለያዩ መተግበሪያ አይነቶች ለምሳሌ እንደ ቴሌግራም እንደ ፌስቡክ እንደ ኢሜል እንደ ቲክቶክ እንደ ዩቲዩብ እና ሌሎችንም አይነት የተለያዩ መተግበሪያዎችን ማለት ነው። እነዚህን በቀጥታ ምንድነው የምናደርገው ሶፍትዌራችን ላይ እናወርድና እኔ ማነው ኢንተርኔት ላይ እናወርድና በኮምፒውተራችን እንጭናለን። ከዚያ ከጫን በኋላ በራሳችን እንግዲህ የ የፓስዎርድ ወይም ደግሞ የይለፍ ቃል እና እንደዚሁም መጠሪያ ስም እንሰጥና ከዚያ በኋላ የራሳችን ገጽ እንግዲህ በእነዚህ መተግበሪያዎች እንፈጥራለን። ስለዚህ እነዚህን መተግባሪያዎች ተጠቅመን ደግሞ የተለያዩ መረጃዎችን እንግዲህ እንደአስፈላጊነቱ ወቅታዊ የሆኑ መረጃዎችን ለመልቀም እና እነዚህንም ለመ አይቶ ለመረዳት እንድንችል እንደነዚህ አይነት መተግበሪያዎችን እንጠቀማለን ማለት ነው። በሌላ መልኩም እንግዲህ የሶፍትዌር የተለያዩ የሶፍትዌር ፕሮግራሞችን በመጫን ማለት ነው የምንሰራቸው ለምሳሌ የካርታ የማፕ ስራ ወይም የካርታ ስራ ልንሰራ እንችላለን። ስለዚህ ለዚህ የካርታ ስራ ደግሞ እጅግ በጣም ቀለል ባለ መልኩ ስራውን እንድንሰራ የሚያግዘን ወይም ደግሞ ትልቅ አስተዋጽኦ የሚያደርግልን ኮምፒውተር ላይ የሚጫን የሶፍትዌር ፕሮግራም ምን ይባላል ማለት ነው? አርክ ጂአይስ ይባላል ማለት ነው። ስለዚህ ይሄን አርክ ጂአይኤስ በኮምፒውተራችን ላይ በመጫን ካርታ የመስራት እንግዲህ ካርታ ጀነሬት የማድረግ ብቃታችንን ወይም ክሎታችንን እንድንጨምር ማለትም ካርተው በጥራትና ጽድት ባለ መልኩ እንዲሰራ ያስችላል ማለት ነው። ይሄ መተግበሪያ እኔ ለምሳሌ አርክ ጂአይኤስ ብዬ አነሳሁኝ እንጂ እንደ አውቶካድ አሁን የተለያዩ የቤቶች ዲዛይን እንግዲህ ዲዛይናቸው የሚነደፈው በመጀመሪያ ማለት ነው። እነዚህ አይነት ማነው አውቶካድ የሚባሉና ሌሎቹንም ሰፍትዌሮች እየተጠቀምን ነው። እና የትኛውንም አይነት እንግዲህ የመሰረተ ልማት ግንባታ ስንጀምር በመጀመሪያ ደረጃ ወደ ተግባራዊ ስራው ከመህዳችን በፊት ማለት ነው። እንደነዚህ አይነት እንደ አውቶካድ አይነት ሶፍትዌሮችን እነሱ ላይ እንግዲህ እንዴት እንደሚሰራ ምን ምን ነገር እንደሚያስፈልገው በምን መጠን በምን ያህል ኳሊቲ እንደሚያስፈልገው እዚህ ፕሮግራም ላይ ማለት ነው። ነገሮቹን በቃ ፕሮሰስ አድርገን ማኑፕሌት ካደረግን በኋላ ፕሪንት አድርገነ ያንን እንግዲህ ሶፍትዌር የሰጠንን ውጤት እያየን ነው ወደ ተግባር ስራ የምንገባ ማለት ነው። ከዚያ ውጪ ግን ምናልባትም እንግዲህ ወደ ስራው ዝም ብለን ቀጥታ ብንገባ እንግዲህ የስራ አሰራር ክፍተት ይፈጠርና ምናልባትም እንግዲህ ያ የምንሰራው ስራ የሚጠበቅበትን አገልግሎት ወይም ደግሞ የአገልግሎት ዘመን ሳይሰጥ በቀላሉ ምን ሊሆን ይችላል ማለት ነው። ሊበላሽ ወይም ደግሞ ጥቅም አልባ ወይም ደግሞ ከጥቅም ውጭ ሊሆን ይችላል ማለት ነው። እና ብዙ ጊዜ እንግዲህ እነዚህ ሶፍትዌር ፕሮግራሞች ማለት ነው። ብዙ እንደው በጣም ውስብስብ ያሉ ስራዎችን ቀልጠፍ ባለ መልኩ በአጭር ጊዜ ውስጥ ካልኩሌት አድርገው ወይም ደግሞ ስሌታ ስሌታቸውን አስልተው የተሻለ ውጤታማ የሚያደርግ ስራ እንድንሰራ የሚያግዙን ወይም ደግሞ መረጃ የሚሰጡን የሶፍትዌር አይነቶች ናቸው ማለት ነው። ወይም ደግሞ የሶፍትዌር ፕሮግራሞች ናቸው ማለት ነው። እኔ ለምሳሌ እንደ አርክጂያኤስ እንደ አውቶካድ ወይም ደግሞ እንደ ሰርፈር ሄይት እንደ ግሎባል ማፐር ያሉትን ጠቀስኩኝ እንጂ እጅግ በጣም ሲበዛ በየጊዜው የተለያዩ በጣም የመጠቁ የመጠቁ ሶፍትዌሮች የ ዲቨሎፕድ እየተደረጉ ወይም ደግሞ እየተፈጠሩ ዛሬ ላይ የሰውን ልጅ ስራ አገልግሎት ለመቀነስ ችግሩን ለመቀነስ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ ለዚያም ቃለ መጠይቁን ለቃለ መጠይቁ ማለት ነው የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል። አሁን ወደ ቃል መጠይቁ ሰርዝ ይላል ሰርዝ ሲል እንግዲህ ምን ማለት ነው? የሚለውን ቃል በትርጉሙ እናይና ከዚያ በኋላ ደግሞ መሰረዝ ለምን አስፈለገ የሚለውን እንደዚሁም እና ሌሎቹንም ጥያቄዎች እያነሳሁኝ በተሰጠችኝ ደቂቃ ውስጥ ለማብራራት እሞክራለሁ ማለት ነው። አሁን ወደ ማብራሪው ሰርዝ ማለት አንድ ነገር እንዳይ ማለት አንድ ነገር ጥቅም ላይ እንዳይውል አጥፈው እያልኩ ነው ማለት ነው ወይም ደግሞ አንድን የተሰራን ስራ አጥፋ እያልኩነው ማለት ነው። ለምሳሌ ወይም አንድን የተያዘ ፕሮግራም ወይም ደግሞ አንድን የተሰራ ስራ ወይም ደግሞ አንድን የተያዘ እቅድ በቃ በዚያ እለት እንዳይከወን እንዳይፈጸም ወይም ደግሞ አንድን የተሰራ ስራ የአሰራሩ ስህተት በመሆኑ አጥፈው ወይም ደግሞ ሰርዘው እያልኩት ነው ማለት ነው ስለዚህ ሰርዝ ማለት አጥፋ ወይም ደግሞ ቀይር ወይም ደግሞ ለውጥ ወይም ደግሞ ልክ እንዲህ አይነት ትርጉም ያልው ቃል ይሆናል ማለት ነው። ለምሳሌ ይህንን ቃል እንግዲህ ለምሳሌ የተለያዩ አረፍተ ነገሮችን እየመሰረትኩኝ በእነዚህ አረፍተ ነገር ላይ ያው ትንታኔ ብሰጥ የተሻለ ይመስለኛል ምክንያቱም እንግዲህ በአረፍተ ነገር ሲገለጽ የተሻለ ትንታኔ ወይም ደግሞ የተሻለ የመረዳት አቅም ይኖረዋል ብዬ አስባለሁ ይሄንን አውዲዮ የሚከታተል ሰው ሁሉ ማለት ነው። ስለዚህ ለምሳሌ እኔ አሁን ምንድነው? ህፃናትን እያስተማርኩ ነው ብዬ ባስብ አንድ ወይም ደግሞ አንድ ህፃናትን የሚያስተምር መምህር የሆነ ጽሁፍ ይጽፍላቸው እና ለዚህ ምንድነው ጽሁፍ የጻፉላቸውና ጻፉት ይላቸዋል መልሶ ማለት ነው። ስለዚህ እነዚህ ልጆች ምንድነው ያንን ጽሁፍ ሲጽፉ እንግዲህ ተሳስተው ሌላ አይነት ጽሁፍ ሊጽፉ ይችላሉ ህፃናትም ከመሆናቸው አንፃር ያን ያህል ጥንቃቄ አድርገው ስለማይሰሩ ማለት ነው። የዛኔ ይሄኛው አሰራር ትክክል ስላልሆነ ሰርዝ ይላሉ ማለት ነው። ያ ማለት ጥቅም አልባራ ማነው ሰርዝ የሚል ሲሉት አጥፋው አጥፋው እያለው ነው ማለት ነው። ወይም ደግሞ ለምሳሌ በሌላ አገላለጽ መምህሩ እያስተማረ እያለ እንግዲህ የተለያዩ ጥያቄዎችን ሊጠይቃቸው ይችላል ከዚያ በኋላ የተለያዩ ጥያቄዎችን ይጠይቅና ያንን ጥያቄ ደግሞ እንደ እንደ ችሎታቸው ተማሪዎች መልስ ይሰሩና ይሰጡታል። ከዚያ በኋላ መልስ ሰርተው ለመምህሩ ሲሰጡት መምህሩ ትክክል የሆነውን ትክክል እያለ ያርማል ስህተት የሆነውን ደግሞ ምንድነው ኤክስ ይለዋል ማለት ነው። ስለዚህ ተሳስቶ ለምሳሌ ተሳስቶ ለምሳሌ መምህሩ ራይት መሆን የነበረበትን ኤክስ ቢለው ከዚያም ተማሪው ደግሞ ያይና አንዴ ይሄንን እኮ መልሱ እኔ ትክክል ነኝ ኤክስ ያልከውን ናሰርዝልኝ ይለዋል ማለት ነው። የዚህን ጊዜ አስተካክልልኝ እያለው ነው ማለት ነው ሰር ሲል የሰጠኸውን ውሳኔ ቀልብስልኝ ውሳኔህን ቀልብስ እያለው ነው ማለት ነው። ስለዚህ እውነትም ተሰስቶ ኤክስ ስላለው ያየውና እንደገና ኦኬ በስህተት ነው ወይ ኤክስ ያልኩህ ይልና ሀሳብህን ቀይሮ ወይም ደግሞ ውሳኔውን ይቀይርና ራይት ያደርግለታል ማለት ነው። ወይም በሌላ አገላለጽ ማለት ነው ለምሳሌ አንድ ሰርግ ለማ የሰርግ ፕሮግራም ለማድረግ የሆነ ሰው በሆነ ቀን ሊይዝ ይችላል ለምሳሌ የካቲት አስራ ሁለት ቀን እንግዲህ እኔ ከፍቅረኛዬ ጋራ የጋብቻ ስርዓቴን የምፈጽምበት እለት ነው ብዬ በቃ ይሄንን እኔ በራሴ ፕሮግራም አድርጌያለሁኝ ማለት ነው። እንግዲህ ይሄ ምሳሌ ነው። የካቲት አስራ ሁለት የጋብቻ ስርአቴን ከውድ ፍቅረኛዬ ጋራ የምፈጽምበት እለት ይሆናል ብዬ ፕሮግራም ይዣለሁኝ ከዚያ ምናልባትም እንግዲህ የመገ የካቲት አስራ ሁለት ማለት ነው እኔ የፕሮግራም በያዝኩበት እለት እለት ማለት ነው። የሆነ እንግዲህ ምናልባት ተዚህ ከበድ ያለ ሌላ ችግር ሊመጣ ይችላል ወይም ደግሞ ያን ፕሮግራም እንዳላካሄድ የሆነ ምንድነው ሌላ የክርስትናን ማለት ውጫዊ ነገር ተጽዕኖ የሚፈጥር ነገር ሊመጣ ይችላል። ከዚያ ሰው ምን ይለኛል ማለት ነው። የጋብቻ ስርዓት ስርአትክን የምትፈጽምበት የካቲት አስራ ሁለት ያቀድከው? በዚህ በዚህ ምክንያት ጥሩ ስለማይሆንልህ ፕሮግራሙን ሰርዝ ይለኛል ማለት ነው። ስለዚህ ሰርዝ ይለኛል ምን ማለት ነው ማለት ነው? ቀይር እያለኝ ነው ማለት ነው። የፕሮግራሙን እለት ሌላ ቀን አድርገው ቀይረው እለቱን እያለኝ ነው ማለት ነው። ስለዚህ ሰርዝ ማለት ቀይር ለውጥ ወይም ደግሞ አስተካክል የሚልና ሌሎችም እንግዲህ ለየት ያሉ ትርጉሙ የሆኑ ትርጉሞች ይኖሩታል። ሰርዝ ስንልም እንደዚሁ ደግሞ አንድን የተጻፈ ነገር ማጥፋትን መሰረዝን ያጠይቃል ማለት ነው። ስለዚህ ሰርዝ የሚለው እንግዲህ እንደ አጠቃላይ የሰጠኋቸው ምሳሌዎች በቂ ናቸው ብዬ አምናለሁኝ። በሌላ ርዕስ ተመልሼ እመጣለሁ አመሰግናለሁ

እሺ አመሰግናለሁ እንደተለመደው አሁንም ቢሆን በመደም በመጀመሪያ ደረጃ ማለት ነው ቃለ መጠይቁን በድምጽ አሰምቼ አነባለሁ። ከዚያም ለቃለ መጠይቁ የመልስ ትንታኔ ማቅረብ ይሆናል። አሁን ወደ ቃለ መጠይቁ መረጃ ይላል መረጃ ስንል እንግዲህ ደስ የሚል ነገር ነው። ምናልባት እንግዲህ መረጃ ፈልጌ መረጃ ፈልጋ እያልን መረጃ የሚለውን ቃል በብዙ ጊዜ ስንጠቀመው ይስተዋላል። ስለዚህ መረጃ ማለት ምን ማለት ነው? ብለን በመጀመሪያ ደረጃ እንጠይቃለን ከዛ ደግሞ የመረጃ አስፈላጊነትስ ምንድነው የሚለውን በእነዚህ ሁለት ጥያቄዎች ላይ በተመሰረተ ማብራሪያ የምትሰጥ ይሆናል ማለት ነው። ስለዚህ ዘመኑ የመረጃ ነው ይባላል ምን ማለት ነው? ዘመኑ የመረጃ ነው ስንል በቃ የሰው ልጅ ሁሉ እንቅስቃሴው ዝም ብሎ እንዲሁ እንደተፈጠረ ዝም ብሎ ኧ እንደ ነጋም ተነስቶ መሀድ እንደመሸ ወደ ቤት መመለስ ሳይሆን እያንዳንዱ እንቅስቃሴዎቹ ሁሉ መረጃን መሰረት አድርገው የሚደረጉ ናቸው ማለት ነው። ለምሳሌ አንድ ሰው ያወፈረውን በሬ አውጥቶ ገቢ አምጥቶ ለመሸጥ ማለት ነው። ከመሸጡ በፊት የበሬው ዋጋ ስንት ሊሆን እንደሚችል መረጃ ከሰው ይጠይቃል። ቢችል ቢችል ራሱ መጥቶ የገበያውን የግብይት መጠን በራሱ በአይኑ አይቶ በጆሮ ሰም በጆሮ ከሚሰማው ይልቅ በአይኑ አይቶ ይሄድና ምናልባትም እንደሚያዋጣው ወይም እንደማያዋጣው የራሱን እንግዲህ ትንታኔ ይሰራል እና ይሄዳል ማለት ነው። እና የትኛውንም አይነት ስራ ስንሰራ ያለመረጃ የምንሰራው ስራ የለም። በተለይ በአሁኑ ጊዜ ሰዎቹ በቃ ዘመኑ የመረጃ ነው ሰዎቹ ያለመረጃ ምንም አይነት ነገር አያደርጉም። ለምሳሌ አሁን እኔ ከዚህ ከአዲስ አበባ ለመሄድ ምናልባት መንገዱ ኧ ተበላሽቶ ሊሆን ይችላል። ምናልባትም በመ በመንገዱ አዲስ አበባ ሳትደርስ ጦርነት ሊነሳ ይችላል ወይም ደግሞ ብቻ የሆነ ችግር ሊኖር ይችላል እና ከዚህ እስከ አዲስ አበባ ድረስ ስላለው ሁኔታ እንደአስፈላጊነቱ መረጃ ጠይቄ በመረጃ ላይ ተመስርቸ ነው የምሄደው ማለት ነው። ያለ መረጃ የሚንቀሳቀስ በየትኛውም የስራ መስክ ቢሆን ማለት ነው ማንም የለም በተለይ በአሁኑ ሰዓት ማለት ነው። እና መረጃ ስንል እንግዲህ ኧ ስለ አንድ ነገር ማንነት የሆነ ምንድነው እውቀ እውቀት ማግኘት ማለት ነው። ስለ አንድ ነገር ምንነት ስ ለምሳሌ መረጃ ስንል ስለ አንድ ሰው ወይም ስለ አንድ ነገር ወይም ደግሞ ስለ አንድ ሁኔታ ወይም ደግሞ ስለ አንድ ክስተት የሚሰጥ ማብራሪያ ወይም ደግሞ መግለጫ ወይም ደግሞ ማስረጃ ነው ማለት ነው። ስለዚህ ይሄንን መግለጫ ወይም ማስረጃ ወይም ደግሞ ይህንን ማብራሪያ ምን እንለዋለን ማለት ነው? መረጃ በእንግሊዝኛው እንደውም ምንድነው ኢንፎርሜሽን ጭምጭምታ እንደማለት ነው። ስለዚህ ይህንን መረጃ የሚለውን ቃል ማለት ነው ብዙዎቻችን እንደው ዝም ብለን በአልሆነ አግባብ እናየዋለን ያ ማለት። ለምሳሌ ስለአንድ ሁኔታ እንዴት እንደተፈጠረ መቼ እንደተፈጠረ ለምን እንደሆነ በማን እንደሆነ? እንዲሁ መረጃ በወሬ ደረጃ እንሰማለን ያንን መረጃ ግን ምንም ቫልዩ ማለትም ምንም ዋጋ የማንሰጥ ሰዎች አሉን ምክንያቱም ይጠቅመናል ብለናል አናስብም። እና መረጃዎቹ ሁሉ ነገ ከነገ ወዳ ለእያንዳንዳችን እንቅስቃሴ አስፈላጊና ጠቃሚ ሆነው ስለሚገኙ መረጃዎችን እንግዲህ በአግባቡ በመያዝ እና ልዩ ትኩረት በመስጠት ስራዎችን መስራት አለብን ማለት ነው። አሁን ለምሳሌ ኧ አንድ ሰው እንግዲህ እቢሮ ቁጭ ብሎ የሚሰራ ሰው ማለት ነው። ለምሳሌ ከተማው ላይ ምን እየተፈጸመ እንደሆነ ምንም ላያውቅ ይችላል ምክንያቱም ቢሮ ነው ቁጭ ያለው ከማንም ሰው ጋር አልተገናኘም ወጣ ብሎ ራሱ ያለውን ነገር ኢንቫይሮመንቱን ራሱ አካባቢውን አልቃኘም። ስለዚህ ይሄ ሰው ለምሳሌ ምናልባትም ከተማዋ በተለያየ እንግዲህ የጦር ሀይል ማለት ነው እየየየታወቀች ሊሆን ይችላል። ከዚያ ሰውየው ምንም መረጃ ሳይኖረው ዝም ብሎ ዘሎ እንግዲህ በጤናማ መልኩ ማለት ነው ተቢሮ ወጥቶ ሲሄድ እንግዲህ ምናልባትም ከዚያ በተለያዩ የ የጦር ሀይል የተነሳ ተኩስ ሰውየው ህይወቱን ሊያጣ ይችላል ማለት ነው። እና የምናደርጋቸው የእለት ተእለት እንቅስቃሴዎቻችን ሁሉ መረጃ ላይ መሰረት ያደረጉ መሆን አለባቸው። ይህም ደግሞ እኛ አንድም ለህይወታችን ልእልነት ሁለቱም ደግሞ ለስራችን ውጤታማ ለመሆን እጅግ በጣም ሲበዛ ትልቅ አስተዋጽኦ ስለሚያደርግ ነው የሚል እንደው ጠቅለል ያለ ሀሳብ አለኝ በዚህ ጉዳይ ላይ ማለት ነው። እና መረጃ አይናቅም መረጃ ሀብት ነው። መረጃ እየተባለ የመረጃን አስፈላጊነት በተለያየ መልኩ ይገለጻል ማለት ነው። መረጃ አይናቅም ሲባል እውነትም ይሁን ውሸት መረጃውን እንደ መረጃ ይዞ መረጃውን ግን ማጣራት ተገቢ ነው ማለት ነውደ መረጃ አይናቅም ሲባል ማለት ነው። መረጃ ደግሞ እንግዲህ ዘመኑ የመረጃ ነው ሲባልም እያንዳንዱ ሰው ያለመረጃ ምንም አይነት ስራ ስለማይሰራ ዘመኑ የመረጃ ነው ይባላል ማለት ነው

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ቃለመጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው ቃለ መጠየቁ እሄለሁ። ይላል ደስ የሚል ቃል ነው እንግዲህ ደረሰኝ ሲል። የተለያየ ትርጉም ይኖረዋል ዙሮ ቃሉ አሁን ደረሰኝ በሚለው ቃሉ ብቻ ስለተቀመጠ በተለያዩ አረፍተ ነገሮች ሲገባ የተለያየ ትርጉም እንደሚሰጥ እንግዲህ በዚያ ማየት ይቻላል። ለምሳሌዎችን እያነሳሁኝ ማብራራት ስለምችል ነገር ግን ደረሰኝ የሚለውን በመጀመሪያ እንደው በዋናነት ማለት ነው። ደረሰኝ የሚለው ህጋዊ ለምሳሌ የአንድ ነጋዴ እና አንድ ደግሞ ገዢ ሻጭና ገዢ የሆነ እቃ ሲገበያዩ ማለት ነው። ይሄ እቃውን የሚገዛው አካል እቃውን ለመለወጥ እቃውን በህጋዊ መልኩ ከዚያ ከእቃውን ካቀረበው አካል ሲገዛ። በህጋዊ መልኩ እንደገዛውና እቃውን ሲገዛ የገዛበትን ቀኑን የገዛበትን የብር መጠን። እንደዚሁም ደግሞ የገዛው ከማን እንደሆነ ይህንን ሀተታ ወይም ደግሞ ዝርዝር ሀሳብ የያዘ የወረቀት ህጋዊ የሆነ የወረቀት ማስረጃ። ምን ይባላል ማለት ነው? ደረሰኝ ይባላል ማለት ነው። ይሄ ደረሰኝ ደግሞ ምናልባትም እንግዲህ በዋናነት ማለት ነው። ይሄ እቃውን የገዛው አካል ሂዶ እንግዲህ የመንግስት ተቋም ከሆነ ነው ብዙ ጊዜ ወይም ደግሞ የግለሰብ ድርጅቶች ከሆኑ ነው የደረሰኝ የሚያስፈልገው ዙሮ ለቤታችን ከሆነ ደረሰኝ ያን ያህል ላያስፈልገን ይችላል። ምናልባት ግን ምናልባትም ይህን እቃ ከየት አመጣኸው? ወይም ሰርቀኸው ነው ወይም ደግሞ ያንተ አይደለም የሚል የህግ አካል ሊጠይቀን የሚችል ከሆነ። ለዚያ መልስ ለመስጠት ደረሰኝ ልናስቆርጥ እንችላለን ነገር ግን በዋናነት የደረሰኙ ማለት ነው። መንግስት ተቋማት ላይ ለሚሰሩ ሰራተኞች ምንድነው? ስራውን ያንን እቃ የገዛበትን የብር መጠን እንደዚሁም የገዛበትን ቀኑን የገዛው ደግሞ ከማን እንደሆነ ከየት ቦታ እንደሆነ። ይህንን መረጃ የያዘ ወረቀት ማለት ነው ይህንን ማስረጃ የያዘ ወረቀት ምን ይባላል ማለት ነው? ደረሰኝ ይባላል ማለት ነው። ስለዚህ ይሄንን ደረሰኝ ባለሱቁ ወይም ደግሞ እቃ የሚሸጠው አካል ማለት ነው ለሚገዛው አካል ይሰጠዋል። ስለዚህ እቃውን የገዛው አካል ደግሞ ይሄ እቃውን ከማን እንደገዛው መቼ እንደገዛው በምን ያህል የብር መጠን እንደገዛው። የእሱ ማስረጃ ነውና ያንን ይዞ ይሄድና ተቋሙ ላይ ይሄ ብር እንዲወራረድለት ወይም ደግሞ ተቀናሽ ተጨማሪ እንዲደረግለት ማለት ነው። ይሄን ማስረጃ ያስገባና ሂሳቡ ይወራረድለታል ማለት ነው። ስለዚህ ደረሰኝ ሲባል ያቺ እቃዋን ስንገዛኝ እቃውን በመቼ እንደገዛነው ነው ከማን እንደገዛ ነው እና በምን ያህል የብር መጠን እንደገዛ ነው የምትገልጸው ወረቀት ማለት ነው። ይህንን ማብራሪያ የያዘችዋ ወረቀት ምን ትባላለች? ደረሰኝ ትባላለች ማለት ነው። በሌላ መልኩም እንግዲህ እንደዚሁ ዩኒፎርማሊ ማለት ነው መደበኛ ባልሆነ መልኩ ደረሰኝ ማለት። ለምሳሌ ምግብ እየበላን እያለን ብላ ብለን ነው። እንግዲህ አንደኛው ጓደኛችን ምግብ እየበላን እያለ ትንሽ በልቶ ሊያቆም ይችላል። የዛኔ ብላ እንለዋለን አይ ደረሰኝ ይላል ማለት ነው። የዛኔ ምን ማለቱ ነው? እንግዲህ ይሄ በርግጥ መደበኛ የሆነ የቋንቋ እንትን ስርዓት አይደለም ዝም ብሎ የአካባቢ ቋንቋ ነው። ምን ይላል ማለት ነው? ደረሰኝ ይላል ማለት ነው። ደረሰኝ እንግዲህ በዚህ ሰው አሰዋዊ ዘየ ወደ እንግሊዝኛው ስንወስደው ምን ማለት ነው? አንፍሎ ፊት እያለ ነው ማለት ነው። አይ አም ፍሎ ፊት እያለ ነው አይ አም ፍሎ ፊት እያለ ነው እያለ ነው ማለት ነው። ስለዚህ ደረሰኝ ማለት በዚህ አገላለጽ ማለት ነው። ተሞልቻለሁኝ ማለት ፍላጎቴ የለኝም። በቃ ፍላጎቴ ረግቷል ጠግቤያለሁኝ ማለት ነው። እንደማለት ነው ስለዚህ ደረሰኝ ይሄ በርግጥ የአካባቢ ቋንቋ ነው እንጂ መደበኛ የሆነ ቋንቋ አይደለም መደበኛ ቅድም የገለጽኩት ትንታኔ ነው የሚያካትተው ማለት ነው። ያቺ የወረቀት ማስረጃዋ ናት ደረሰኝ የምትባለው ማለት ነው። በሌላ መልኩም ምናልባት ደረሰኝ ስንል ምንድነው? አንድ መልእክት ከሆነ ቦታ በሆነ ሰው አማካኝነት ተልኮልን ይመጣል። ከዚያ በኋላ ተልኮልን ይመጣና ያንን መልእክት ይዞት የመጣው ሰውዬ። ምንድነው ከዚያ የላከውን ሰውዬ ስም ይገልጽና እከሌ የተባለ ሰውዬ እንደዚህ እንደዚህ ብሎሃል ብሎ መልእክት ለኔ ሊሰጠኝ ይችላል። እሺ ብዬ ከዚያ ያ ሰውዬ ደግሞ መልእክቱን የላከው ሰውዬ እንግዲህ በቀጥታ እኔ ጋር ይደውልና የላኩልህ መልእክት ደረሰህ ሆይ ብሎ ሊጠይቀኝ ይችላል ያ ማለት ምን ማለት ነው? በትክክል እንግዲህ መልእክቱ ስለደረሰኝ አዎ ደረሰኝ እላለሁ ማለት ነው። ያ ማለት መልእክቱን መልእክቱ ደርሶኛል። ተቀብየዋለሁኝ መልእክቱ እኔ ጋር ሰምቼዋለሁ ምን ብለህ እንደላክ? ተቀብያለሁ መልእክቱን አድርሶኝ አድርሶኛል ነግሮኛል እያለው ነው ማለት ነው። ነግሮኛል መልእክቱ ምን እንደሆነ ነግሮኛል

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን? ምንድነው ቃለመጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃለ መጠይቁ። አያት ይላል አያት ደስ የሚል ቃል ነው የአያት ልጅ ቅምጥል ይባላል። አንዳንዴ የአያት ልጅ ቅምጥል አያት ማለት እንግዲህ። እንዲሁ ዝም ብለን ቃሉን ስናየው የስጋ ወይም ደግሞ የደም ትስስር ወይም ደግሞ ዝምድና ያላቸውን የአንድ ቤተሰብ አባላትን የስጋ ዝምድና ትስስራቸው እስከምን ያክል ደረጃ ድረስ እንደሆነ የሚገለጽ ቃል ነው ማለት ነው። ስለዚህ አያት ስንል ምን ማለት ነው? የአንድ ልጅ የወላጆቹ ወላጆች ማለት ነው። የአንድ ልጅ የወላጆቹ ወላጆች ማለት ነው። ለምሳሌ እኔ ይሄንን እንደው ምሳሌ ሰጥቼ ባብራራው ጥሩ ይመስለኛል ምክንያቱም ሀሳቡን በግልጽ ለመረዳት ግልጽ ስለሚሆን ማለት ነው። አያት ማለት የአንድ ልጅ ሴት ልትሆን ትችላለች ወይም ወንድ ልትሆን ትችላለች። ዞሮ ዞሮ ግን ምንድነው? አያት ስንል በቀጥታ አእምሯችን ጋር መምጣት ያለበት ምንድነው? የወላጆቻችን ወላጆች ምን ይባላሉ ማለት ነው። አያት ይባላሉ ማለት ነው ስለዚህ አያት እንግዲህ ማንም ሰው አያት ይኖረዋል ማለት ነው። ምክንያቱም የዚያ ሰው ወላጆቹ እንግዲህ ከየትም አልተፈጠሩም ከየትም አልመጡም። እነሱም እንደዚሁ እንደ በዚህ በጋብቻ ስርዓት መሰረት እናትና አባቶቹ ተጋብተው ፀሀይ ሙቋቸው። ህዝብ አውቋቸው ፀሀይም ሙቋቸው በስርዓት ተጋብተው በስርዓት እንግዲህ ተወልደው ያደጉ ልጆች ስለሆኑ ማለት ነው። እና አያት ስንል እንግዲህ በዋናነት ማለት ነው የወላጆቻችን ወላጆች ናቸው። አያት የሚባሉ ካልነ እንግዲህ ለአንድ ሰው ስንት አያት ሊኖረው ይችላል። ብለን ስንጠይቅ ምናልባትም እንደ አንድ ሰው ያለምንም ጥያቄ አራት ወላጆች ማነው አያት አራት አያቶች አሉት ማለት ነው። ሁለቱ በእናቱ በኩል ሁለቱ በአባቱ በኩል ስለዚህ በጾታ ደግሞ ሁለቱ ሴት ሁለቱ ወንድ ይሆናሉ ማለት ነው። በዋናነት ምንም ሌላ አማራጭ የለውም። እንግዲህ ምንድነው? አንድ ሰው ወደዚህ አለም የመጣ ሰው ማለት ነው። አንድም ከአባቱ ሁለትም አንድም ከእናቱ ሁለትም ከአባቱ የፍቅር ግንኙነት የተገኘ ልጅ ነው። ይሄ ልጅ ደግሞ በእናቱ በኩል ራሱን የቻለ የዘር ሀረግ አለው ወይም ደግሞ የደም ትስስር አለ የስጋ ትስስር የስጋ ወይም የደም ትስስር አለ። በአባቱ በኩል ደግሞ እንዲሁ ራሱን የቻለ የደም ወይም ደግሞ የስጋ ትስስር ያላቸው የዘመድ ወይም ደግሞ የወገን ሀረግ አለ ማለት ነው። ስለዚህ በአባቱ በኩልም የአባቱ ወላጆች የአባቱ እናትና አባቶች ማለት ወላጆቹ ማለት ነው። አድሉ በእናቱ በኩልም እንደዚሁ ደግሞ የእናቱ ወላጆች ማለትም የእናቱ እናትና አባት እንግዲህ አሉ ማለት ነው። ስለዚህ ይሄ ሰው ስንት አያት አለው ማለት ነው። ይሄ አንድ ልጅ ምንድነው? ስንት አያት አለው ማለት ነው። አራት አያት እንግዲህ ከአራቱ አያቶቹ አንዱ በእናቱ በኩል ወንድ እንደዚሁም አንዷ ደግሞ በእናቱ በኩል ሴት እንደዚሁም በአባቱ በኩልም አንዱ ወንድና አንዱ ሴት ሆኖ በአጠቃላይ ሁለት ሴት አያትና ሁለት ወንድ አያት ይኖሩታል ማለት ነው። ወደ አንድ ልጅ ነገር ግን እነዚህ ሰዎች ማለት ነው ምናልባትም በህይወት ሊኖሩ ይችላሉ በህይወትም ፍጹም ላይኖር ይችላሉ። ነገር ግን በስም ደረጃና ወይም ደግሞ በስጋ የደም ሀረግ ትስስር መሰረት እነዚህ ሰዎቹ ለእሱ አያት ሊሆኑ የሚችሉ አራት ሰዎች ብቻ ይሆናሉ ማለት ነው። ከአራት ሰው በላይም አይሆንም። ከአራት ሰው በታችም ሊሆን አይችልም ማለት ነው። ስለዚህ ምንም ይሁን ምን አንድ በአንድ ሰው ሲፈጠር ማለት ነው። አራት አያት ሊኖሩት እንደሚችሉ ያለምንም ጥያቄ ያለምንም ድርድር በዚህ ሀሳብ ላይ ይኸው አረጋግጬ መናገር እችላለሁ ማለት ነው። እና ብዙ ጊዜ ምንድነው? አያት ላይ ደግሞ የሚያድግ ልጅ አለ ስለዚህ አያት ደግሞ እንግዲህ ለልጆቻቸው ለልጅ ልጆቻቸው ማለት ነው እጅግ በጣም የተለየ ፍቅር ነው። የሚሰጡና ቢያጠፉ አይቆነጥጧቸው። እንደፈለጋቸው ይበላሉ እንደፈለጋቸው ይጠጣሉ የፈለገ ያማራቸውን ሁሉ ይለብሳሉ ያማራቸውን ሁሉ ይበላሉ ያማራቸውን ሁሉ ይጠጣሉ። ደስ ያላቸውን ልብስ ሁሉ ይለብሳሉ ዝንጥ ብለው ነው። እንግዲህ ልጆች አያቶቻቸው ላይ ሲያድጉ እና ምን ይባላል የአያት ልጅ ቅምጥል ይባላሉ እንደነዚህ አይነት ልጆች ማለትም አያቶች ብዙ ጊዜ ልጆቻቸውን ላለማስቀየም የልጅ ልጆቻቸውን ራሱ በጥንቃቄ ነው የሚይዟቸው ማለት ነው። እና በዚህ መልኩ የአያት ልጅ ቅምጥል ይባላል ማለት ነው። እና አያት የሚለውን በዚህ ደረጃ ከተረዳን በቂ ነው ብዬ አምናለሁኝ እንግዲህ በሚቀጥሉት እርሶች ተመልሼ እመጣለሁ። እስከዚያው ሰላም ቸር ይግጠመን

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቆ አውሎ ንፋስ ይላል። በጣም አስቸጋሪ አውሎ ንፋስ እንግዲህ እንደዚሁ ተፈጥሮአዊ የሆነ ክስተት ነው። በምንም ተአምር ልንቆጣጠረው አንችልም። ምንድነው? በመጀመሪያ በመጀመሪያ ደረጃ ነፋስ ስንል ምን ማለታችን ነው ተንቀሳቃሽ አገር ማለታችን ነው። ይሄ ተንቀሳቃሽ አየር አውሎ ነፋስ ስንለው ደግሞ እጅግ በጣም ሲበዛ ጠንካራ የሆነ ማለትም በጣም በከፍተኛ ፍጥነት ማለት ነው። እየተሽከረከረ የሚነፍስ አቧራን አፈርን እንደዚሁም የተለያዩ ቁሳቁሳትን ተሸክሞ ማለት ነው። እየተሽከረከረ ወይም ደግሞ አፈርን ጨምሮ ይዞ ወይም ድንገይም ሊይዝ ይችላል ወይም ደግሞ እንጨቶችን ቆርቆሮ ጣራ ምናምን እነዚህን ሁሉ ቁሳቁሶች ተሸክሞ ወደ ላይ በማንሳት ከፍተኛ ውድመትና አደጋ ሊያስከትል የሚችል ሀይለኛ ነፋስ ማለት ነው። እንግዲህ አውሎ ነፋስ ስንል ማለት ነው። እና ይሄ አውሎ ነፋስ እንግዲህ የሚፈጠርበትን ምክንያቱም ባላውቅም እንኳን ብዙ ጊዜ እንደው በጋ በጋ ላይ ነው የሚከሰተው ስለዚህ ይሄ ጠንካራ በጣም ከፍተኛ ሀይል ያለው ነፋስ ማለት ነው። በቀላሉ ማለት ነው ይሄ የቤት ጣራዎችን ሁሉ እየነቀለ ቀጥታ በቃ የትሜን ሀገር ወስዶ ይጥላቸዋል ማለት ነው። በጣም ጠንካራ ነው በጣም ሲበዛ ከፍተኛ ፍጥነት አለው። እንደዚሁም ደግሞ አንዳንዴ ደግሞ ቀጥ ብሎ ወደ ሰሜን ዝም ብሎ ቀጥታ የያዘውን ነገር ይዞ የሚመጥቅህ በቃ በጣም የሚገርም ተፈጥሮአዊ ክስተት ነው። ነገር ግን ብዙ ጊዜ እንደው ይሄ አውሎ ንፋስ የሚባለው ብዙ ጊዜ አይከሰትም። ሲከሰት ግን በዚህ ልክ እጅግ በጣም ሲበዛ ክፉኛ የአንድን አካባቢ የሚጎዳ ተፈጥሮአዊ አዳጋ ነው። ማለት ነው ወይም ደግሞ ክስተት ነው ማለት ነው። ልክ እንግዲህ። እንደሌሎቹ ተፈጥሮአዊ አዳጋዎች እንደምን እንደበረዶ ወይም ደግሞ እንደሌሎቹ እንግዲህ በተፈጥሮ እንደሚመጡ አይነት አዳጋዎቹ ይሄም እጅግ በጣም ሲበዛ ከፍተኛ አዳጋ የሚያስከትል እንደዚሁ የተደያዩ የቤትና በቃ ቆሻሻ ነው። አይል ንጹህ ነው አይል ያገኘውን ነገር ሁሉ ብድግ ያደርግና ከመሬት ወደ ላይ ይዞ በከፍተኛ ፍጥነት ወደ ላይ ይዞ በመነሳት ከዚያ በኋላ ይዞ ምናልባትም በብዙ ኪሎ ሜትር የሚርቅ ርቀት ሊሆን ይችላል ወይም ደግሞ በቅርበትም ሊሆን ይችላል። ይወስድና ምናልባትም ሊጥለው ይችላል ከተወሰነ ርቀት በኋላ ሊጥለውም ይችላል ወይም ደግሞ ይዞት የት እንደጣለው ራሱ አድራሸው ሳይታወቅ ልጅ አድራሸው ሳይታወቅ ሊኖር ይችላል ማለት ነው። እና አውሎ ነፋስ የሚለው እንዲህ ዝም ላይ ስንረዳው ቀላል ነገር አይደለም እጅግ በጣም ከፍተኛ ሀይል ያለው። ነገሮችን በቀላሉ ከመሬት ላይ ብድግ አድርጎ ወደ ሰሜን በማንጠልጠል ሰሜን ላይ ይዞ በመሰቀል ወደ ላይ ይዞ በመውጣት ከዚያ በኋላ የሰው ልጅ በቀላሉ ሊቆጣጠረው በማይችል ሁኔታ ማለት ነው። በተለይ ብዙ ጊዜ ይሄ ከቆርቆሮ የተሰሩ ጣራዎች በእንዲህ አይነት የተፈጥሮ ክስተት ይጎዳሉ። ምክንያቱም ንፋስ ከመጣ በቃ በቀጥታ ጣረውን ይነቅልና ከነ ማገሩም ሊሆን ይችላል ወይም ደግሞ ቆርቆሮን ብቻ ነጥሎ ከሚስማሩ ላይ ነቅሎ በቀጥታ ይዞት ይሄዳል እና ምን ያክል ጠንካራ ምን ያክል ከፍተኛ ሀይል እንዳለው ከዚህ መረዳት እንችላለን ማለት ነው። ከዚህም እንደው በተለይ ደግሞ ጉልበቱ ወይም ደግሞ አቅሙ በጣም የሚጠነክረው እንግዲህ በጋ ወቅት ላይ ነው በጋ ማለት እንግዲህ ምናልባትም ከታህሳስ እስከ ግንቦት አካባቢ ድረስ ያለውን ወር ነው እንግዲህ እኛ እንደ ኢትዮጵያ አቆጣጠር በዚህ ሰዓት እንደ አይነት ክስተት የሚፈጠርበት እድሉ እጅግ በጣም ሲበዛ ሰፊ ነው ማለት ነው። እና እንዲህ አይነት ክስተት ብዙ ጊዜ ደግሞ በዋናነት እንግዲህ እንዲህ አይነት ችግር ወይም ደግሞ ስቃይ የሚያመጣው የት አካባቢ ነው በተለይ ቤቶቹ ጉባ ከፍ ወዳለ ቦታ ላይ የተሰሩ ቤቶች ከሆኑ እጅግ በጣም ለእንደህ አይነት ነገር የተጋለጡ ይሆናሉ ማለት ነው። ማለት በነፋስ በቀጥታ በነፋስ ተመተው እንዲወድቁ ሊወድቁ ይችላሉ ማለት ነው። እና ከፍታም በዚሁ ልክ ያው አውሎ ንፋሱን ጥንካሬ እንዲጨምር ያደርግለታል ማለት ነው። እና እንግዲህ ብዙ ጊዜ እንዲ አይነት ተየት መጣ ለምን? አውሎ ንፋስ ተፈጠረ ከየት መጣ የሚል ምንም አይነት እንግዲህ በዚህ ላይ ትንታኔ መስጠት አንችልም። ምክንያቱም ተፈጥሮአዊ የሆነ በቃ ክስተት ነው ማለት ነው። እና በምንም ታምር ደግሞ ይሄንን ክስተት የምንቋቋምበት ወይም ደግሞ እንግዲህ ይህንን ክስተት ምናልባትም አዳገው አዳገውን ለመቀነስ የምናደርግበት ምንም አይነት እንግዲህ የቴክኖሎጂ ውጤት የለም። እንግዲህ እስካሁን እኔ በህይወቴ ባየሁት ማለት ነው። እና በቃ ተመጣ ምንም መቀበል ነው በተቻለ መጠን ጣረውን በጣም በጥብቅና በጥንካሬ ለመስራት መሞከር ነው። ከዚያ ውጪ ግን ይህንን አውሎ ንፋስ የሚባልን ተፈጥሮአዊ ክስተት ለመቋቋም የሚያስችል ቴክኖሎጂ እኔ እስከ ዛሬ አላየሁም አልሰማሁም

እሺ አመሰግናለሁ እንደተለመደው በመጀመሪያ ቃለመጠይቁን በድምጽ አሰምቼ አነባለሁ ከዚያም ደግሞ ለቃለ መጠየቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃል መጠየቁ። ጠቅ ይላል ጠቅ። እንግዲህ ጠቅ ስንል ምን ማለት ነው? እያለ ሌሎቹንም እንግዲህ የቻልኩትን ያህል ማብራሪያ እሰጣለሁ ማለት ነው። ቃሉ በርግጥ ብዙ ትንታኔ እንድሰጥ የሚጋብዝ አይነት ቃል አይደለም። ዙሮ ዙሮ ጠቅ ማለት ምን ማለት ነው? እንዴት ነው? ድርጊት ውስጥ ሊፈጸም የሚችለው። ይሄ ጠቅ የሚለውስ እንደው ምን አይነት ስሜት አለው? የሚለውን በዚህ በአጭሯ ደቂቃ ውስጥ የተወሰነ ማብራሪያ እሰጣለሁ ማለት ነው። ወደ ማብራሪያው እንግዲህ ጠቅ ስንል ምንድነው እንደው አንድ ድርጊት ወይም ደግሞ ክስተት ወይም ደግሞ አንድ ተግባር ማለት ነው። በማይክሮ ሰከንድ ውስጥ ወይም ደግሞ በጣም ፍራክሽናል በሆነ መልኩ በጣም በአጭር ጊዜ ውስጥ። የመፈጸም የመከወን ድርጊትን የሚያጠይቅ ይሆናል ማለት ነው። ያ ማለት። ለምሳሌ አሁን እጅግ በጣም ሲበዛ መልከ መልካም ቆንጆ ልጅ ለምሳሌ በመንገድ ስትሄድ። ሌላ ደግሞ እንዲሁ ፍቅረኛ የሚፈልግ ሰው እንግዲህ ሊያያት ይችላል። ከዚያ ምንድነው? በቃ መልኳን ቁመንዋን እንዲህ እንዲህ ተክለ ቁመነዋን ወይም ደግሞ ድምጽ ልሳንዋን ወይም ደግሞ ወይ አለባበሷን ሊሆን ይችላል ብቻ የሆነ ነገሯን አይቶ በቃ በጣም የተመሰጠ ሰው ሊኖር ይችላል። ከዚያ ምንድነው? ትክ አድርጎ እንዳያየትም ይፈራል። ትክ አድርጎ እንዳያየትም በቃ ብቻ ይደነግጣል። ስለዚህ ምንድነው? በአይኗ እንደዚህ ጠቅ አድርጎ ያየና ተመልሶ ይመለሳል። ማለት ያ ማለት ምንድነው? በማይክሮ ሰከንድ ውስጥ ልጅቷን ያይና። እሷ ደግሞ እንዳታየው ስለሚፈራ ስለሚደነግጥ ተሎ ይመለሳል ማለት ነው። እና ጠቅ የምንለው አሁን አንድ ድርጊት የተፈጸመበትን የጊዜ የጊዜ እርዝማኔ በጣም አጭር ጊዜ መሆኗን ለማጠየቅ የተነገረ ቃል ነው ማለት ነው። ወይም በሌላ አገላለጽ ደግሞ ለምሳሌ እንግዲህ ህክምና ቦታ እንግዲህ ብዙዎቻችን ሄደን እናውቅ ይሆናል ብዬ አስባለሁኝ። ለምሳሌ ሆስፒታል የሄደ ሰው። እንግዲህ እንደየህመም አይነቱ ነው የሚዋጥ መድሃኒትም ሊሰጥ ይችላል። ወይም ደግሞ በመርፌ ተወግቶ የሚሰጥ መድሃኒትም ታዞለት ሊሆን ይችላል። ስለዚህ ያ ሀኪሙ ማለት ነው ያንን መርፌ ይዞ ይመጣና እንግዲህ አይን በአይን እያሳየ አይደለም የሚወጋው። ለምንድነው? ፊቱን ዞር ይልና እንትን እንደ ማለት ስሜቱ በጣም ከባድ ስለሆነ ቀስ ብሎ አንድ ጊዜ በቃ ሳያሰበው ጠቅ ይሰጠዋል። ያ ማለት። በአጭር ጊዜ ያቺ መድፍ ቆደው ላይ ቆደውን በመድፍ የመውጋት የጊዜር እርዝማኔው በጣም አጭር መሆኗን ነው የሚያመለክት። ያ ማለት ጠቅ ያደርግና ከዚያ በኋላ ጠቅ ካደረገ በኋላ ምንም ስሜት የለውም። ከዚያ በኋላ ይድናል። መጀመሪያ ጠቅ እስከሚያደርገው እስከሚወገው ድረስ ነው እንጂ። ከዚህ በኋላ በቃ ሁሉ ነገር የሆነ ነፃ ጤናማ ይሆናል ማለት ነው። እና እያየሁ እንደዚህ ትክ ብሎ እያየሁ ምናምን ነገር እንግዲህ እያስታመመ ቀስ እያለ ሊወጋው ቢል ግን ሊጮህ ይችላል። ሊል ይችላል ምክንያቱም ስለሚያመው ማለት ነው። ነገር ግን በአጭር ጊዜ ውስጥ ማለት ነው። ቀጥታ ጠቅ አድርጎ ይወገዋል ማለት ነው። ከዚያ በኋላ እንግዲህ መርፌ ከገባች በኋላ በቃ ሰላም ነው። ከዚያ የሚያስፈልገውን መድሃኒት በዚያ መርፌ አማካኝነት በሲሪንጁ ይሰጠውና እንግዲህ አስፈላጊውን ህክምና ያገኛል ማለት ነው። እና ጠቅ የሚለውን ቃል እንዲሁ ዝም ብለን በተለያየ አውድ ስናስገባው ምናልባትም የተለያየ ትርጉም ይኖረዋል ብዬ ስለማምን ነው። ልክ አሁን ቅድም በሰጠኋቸው ምሳሌዎች መሰረት ምናልባት ድርጊቶቹ የተፈጸሙበት ሁለቱም አጭር ጊዜ በአጭር ማይክሮ ሰከንድ ውስጥ በመሆናቸው ይሄ አንድ የሚያመሳስላቸው ነው። ነገር ግን ድርጅቱ ግን ደግሞ ያኛው ስሜት ስሜቱን ለማስታመም ጊዜ ስለማያስፈልገው። በአጭር ጊዜ ውስጥ እንዲህ መርፌው እንዲወገው የተደረገበት ድርጊት ሲሆን። ይሄ ደግሞ ሰትየይቱ መልሳ እንዳታየውና እንዳያፍር ከመቅጽበት ማለት ነው። ከመቅጽበት በአይኑ ጠቅ አድርጎ መለስ ይላል ማለት ነው። ያ ማለት እንግዲህ ምን ያክል ለሷራ እንደሚርበተበት ምን ያህል እንደሚፈራት ምን ያህል እንደሚወዳት ምን ያህል እንደሚጨነቅላት። ብቻ በተለየ እይታ እንደሚያያት ነው የሚያመለክተው ማለት ነው። ጠቅ የሚለውን ቃል ስናየው እንዲሁ። ስለዚህ በአማርኛ ቋንቋ በአብዛኛው የሚያመለክተው ጠቅ ፈጣን ጥቂት ፈጣን ወይም ደግሞ ጥቂት ወይም ደግሞ ጥልቀት የሌለው ድርጊት ነው ማለት ነው። ስለዚህ። ይሄ ድርጊት ደግሞ ምንድነው? ቅድም በሰጠሁት ማብራሪያ ወይም ትንታኔ መድፌ ስንወጋ ሊሆን ይችላል። ወይም ደግሞ ሌላም አይነት ነገሮች ለምሳሌ አሁን ይሄ እባብ የሚባለውን ምናልባት ልታውቁ ትችላላችሁ። ሰውን እንግዲህ ሲነድፍ። ቀስ ብሎ አይደለም የሚይዘው። ጠቅ አድርጓ አንድ ጊዜ ከዚያ እፍ ነው የሚለው ይሮጣል በቃ በጣም በፍጥነት ይሮጣል። ያ ማለት እንግዲህ አንድም ለራሱ ለህይወቱ ስለሚፈራ በአጭር ጊዜ በማይክሎ ሰከንድ ነው። መርዙም ተፍቶበት የሚሄድ እና

እሺ አመሰግናለሁ እንግዲህ አሁንም ቢሆን ቃለመጠይቁን በመጀመሪያ በድምጽ አሰምቼ አነብና ለቃለመጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ ሰኞ ይላል። ዋው ደስ ይላል ደስ የሚል ቀን የደረሰኝ ምክንያቱም ሰኞና ሰኔና ሰኞ ሰኞና ማክሰኞ ይባላል። እንግዲህ ሰኞ የሚለው ቃል እንዲሁ ስናየው ከሰባቱ እለታት አንዱና ሁለተኛው እለት ይሆናል ማለት ነው። ምክንያቱም እለታትን ስንቆጥር እኛ እንደ ኢትዮጵያውያን አቆጣጠር ማለት ነው። እሁድ አንድ ብለናል ምክንያቱም አሃደ አንድ አደረገ ይልና እሁድ አንድ መሆኑን የቀይ ከእለታት የመጀመሪያ እለት መሆኑን እሁድ ያጠቅስልናል ማለት ነው። ወይም ደግሞ ለምሳሌ ጌታ ኢየሱስ ክርስቶስ ሰማይና ምድርን ሲፈጥር በመጀመሪያ ደረጃ በእለተ እሁድ ነው እንግዲህ ስራ የጀመረ ማለት ነው። ሰማይና ምድርን የፈጠረ እሁድ ስለሆነ የመጀመሪያ ስራ የጀመረው እሁድ ስለሆነ እሁድን አንድ ብለን እንጀምራለን ማለት ነው። ከዚያ በኋላ ሰኞ ማክሰኞ እያልን ነጃልን ስለዚህ ሰኞ ሁለተኛ ቀን ይሆናል ማለት ነው። ስለዚህ ሰኞ እንደማንኞቹም እንደማንኞቹም ከሰባቱ እለታት አንዱ እለተ ይሆንና ሁለተኛው እለት እንደዚሁም ደግሞ ማንኛውም የመንግስት ሰራተኛ እንግዲህ እሁድና ቅዳሜን አልፎ ለመጀመሪያ ጊዜ እንግዲህ ስራ ከእረፍት በኋላ ሲመለስ በዕለተ ሰኞ ይጀምራል ማለት ነው። ስለዚህ የትኛውም ሰው መደበኛ የሆነውን ቋሚ የሆነውን ስራ ሲሰራ ከሰኞ እስከ አርብ ያሉት መደበኛ የስራ ቀናት ስለሆኑ ሰኞ መደበኛ የስራ ቀን መጀመሪያ እለት ይሆናል ማለት ነው። ስለዚህ ሰኞ በዚህ ልክ ከተረዳነው ሰኞ ደግሞ በማክሰኞ እና በእሁድ መካከል የሚገኝ እለት ነው ማለት ነው። ስለዚህ ሰኞ ብዙ ጊዜ ብዙ ሰዎች ሰኞ ሰኞን ይወዱታል ይሄም ማለት ምናልባትም ሰኞ ሰኞ እንግዲህ እንደየእድሉ ነው ስራዎቻቸውን ሲሰሩ ስኬታማ እየሆኑ ሊሆን ይችላሉ። ብቻ እንግዲህ እኔ አሁን ለምሳሌ እለተ ሀሙስን በተለየ ሁኔታ እወዳታለሁ ሀሙስ ሀሙስ በቃ ደስ ብሎኝ ነው የምውል። ሰኞ ሰኞም እንደዚሁ ከሀሙስ በመቀጠል ሰኞ ደስ የሚል ቀን ነው። ምክንያቱም በእረፍት ሰንብተን ከዚያ በኋላ ከሁለት ቀን እረፍት በኋላ ወደ ስራችን እንግዲህ በአዲስ መንፈስ በአዲስ ጥንካሬ በአዲስ ጉልበት ወደ ስራ ቦታ የምንመለስበት በመሆኑ አንድም ቢሮአችንን ናፍቆን ሰንብቶ ስለሆነ የምንመለሰው ሁለቱም ደግሞ ስንዝናና ሰንብተን ስለመጣን ማለት ነው። በቃ በተለይ ሁኔታ ሰኞ ቀልተፍ ያለና በጣም እጅግ በጣም ብዙ ስራ የሚሰማ ማንም ሰው ብዙ ስራ የሚሰራበት እለት ቢኖር ሰኞ ይሆናል ማለት ነው። እና ሰኞ ከሁሉም እለታት ይለያል በዚህ እንግዲህ ማለትም በጣም ምንድነው አዲስ ጉልበት አዲስ አስተሳሰብ እንደዚሁም ደግሞ በአዲስ ወኔ ስለምንመጣ ማለት ነው። እሁድና ቅዳሜን አልፈን እንደ አዲስ እንግዲህ እለተ ሰኞ ለስራ ስለምንመጣ ማለት ነው። ስለዚህ ሰኞ እንግዲህ እንደ ቅድም እንደገለጽኩትኝ ከሰኞ ሰኞ እየተባለ የስራ መደብ ቋሚ ትሆናለች ማለት ነው። አመሰግናለሁ

እሺ አመሰግናለሁ እንዲህ እንደተለመደው አሁንም ቢሆን በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ለዚህ ቃለ መጠየቅ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ቀጠሮ ይላል። ቀጠሮ ስንል እንግዲህ ምን ማለታችን ነው ቀጠሮስ ለምን አስፈለገ? የቀጠሮ አስፈላጊነቱ ለምንድነው የሚሉና ሌሎችንም እንግዲህ የተለያዩ ጥያቄዎችን እያነሳሁኝ በዚሁ አውድ ላይ ማለት ነው። ማብራሪያ ወይም ትንታኔ የምሰጥ ይሆናል አሁን ወደ ማብራሬው ወይም ወደ ትንታኔው እንሄዳለን ማለት ነው። ስለዚህ ቀጠሮ ስንል እንደው በአጭሩ ምን ማለት ነው? አንድ የግለሰብ ከአንድ ግለሰብ ጋር ሊሆን ይችላል ወይም ደግሞ አንድ ግለሰብ ከመንግስት ተቋም ጋር ሊሆን ይችላል ወይም ደግሞ ትልቅ ሀላፊነት ካለው ሰው ጋር ሊሆን ይችላል ወይም ደግሞ ተቋማት ከተቋማት ጋራም ሊሆን ይችላል። ምንድነው? ያደርጋሉ ማለት ነው ለአንድ ለሆነ ርዕሰ ጉዳይ ማለት ነው። ወይም ደግሞ ስለ አንድ ጉዳይ ውይይት ለማድረግ ወይም ደግሞ ንግግል ለመነጋገር ወይም ደግሞ ያ የሚወያዩበት ወይም የሚነጋገሩበት ርዕሰ ጉዳይ የሆነ ውሳኔ የሚያስፈልገውም ነገር ሊሆን ይችላል። ስለዚህ ስለዚህ ያ ጉዳይ በአካል ተገናኝቶ ምናልባት በአካልም ሳይሆን በአካል አንድም በአካል በመገናኘት ሊሆን ይችላል። ሁለቱም ደግሞ ምናልባትም እንግዲህ በተለይ አሁን ዘመኑ ዘመኑ ወይም ደግሞ ቴክኖሎጂው እንደዚህ በጣም እያደገ እና እየበለፀገ ስለመጣ በአካል ሳይገናኙ በቀጥታ ምንድነው? በዙም ሚቲንግ ዩቲዩብ ላይ ማነው ዙም ሚቲንግ? ቀጥረው በዚያ ምክንያት ልክ ምንድነው በየቢሯቸው ሆነው። አንድ ቦታ እንዳሉ ሆነው ቃል በቃል እንደዚሁ በአይን በአይን እየተያዩ ቃል በቃል እየተነጋገሩ። ይኸው ምንድነው? ቀጠሮ ቀጠሯቸውን አክብረው ጅ ውይይታቸውን ሊያደርጉ ይችላሉ። ዝሮ ዝሮ ግን ቀጠሮ ሲባል በዋናነት ማለት ነው። ሰዎቹ እንግዲህ ሰዎች ከሰዎች ጋር ሊሆን ይችላል ሰዎች ከተቋማት ጋር ሊሆን ይችላል ወይም ደግሞ አንድ ተቋም ከአንድ ተቋም ጋር እንግዲህ በሃላፊነት ያሉ ሰዎች ሊሆኑ ይችላሉ ስለ ተቋማቸው። ወይም ደግሞ ስንድ ለ ስለሆነ ርዕሰ ጉዳይ እንግዲህ መወያየት ወይም መነጋገር። አስፈላጊ ሆኖ ሲገኝ ማለት ነው። የተወሰነ ጊዜና ቦታ በመጥቀስ በዚያ ጊዜና ቦታ ላይ። ሁለቱም ወይ ማለት ነው ወይም ተዚያ በላይ የሆኑ ሰዎች ናቸው። በአካል ተገናኝተው በዚያ ጉዳይ ላይ ውይይት አድርገው በውይይቱ ላይ ደግሞ ውሳኔ አስቀምጠው ለመለያየት የሚያስቀምጡት ጊዜ የሚወስኑት ጊዜና ቦታ ነው እንግዲህ ቀጠሮ የሚባለው ማለት ነው። ይቅርታ ስለዚህ ቀጠሮ ቀጠሮ ስንል ይህንን ጊዜንና ቦታን አብሮ በተጨማሪነት ታሳቢ ማድረግ ያው ግድ ይላል ማለት ነው። ስለዚህ እነዚህ ሰዎች ማለት ነው በአንድ በሆነ ርዕሰ ጉዳይ ላይ ውይይት አድርገው እንግዲህ ብዙ እሰጥ ገባ ንግግሮች ተደርገው ከዚያ በኋላ ሁሉም ባመኑበት ሀሳብ ማለት ነው። ውሳኔ ለማስቀመጥ እንግዲህ ወይም ደግሞ ስለአንድ ስለሆነ ነገር። ጥልቅ የሆነ ምርምር ወይም ሊያደርጉ ይችሉ ይሆናል ብቻ ግን ምንድነው? ለመወያየት ነው ጉዳዩን። ስለዚህ ያንን የመወያያ ጊዜ እንግዲህ የመወያያ ጊዜ እና የሚወያዩበትን ቦታ። ይወስኑና በዚህ ጊዜ እዚህ ቦታ ላይ ሁላችንም በአካል ተገይተናል በዚህ ርዕሰ ጉዳይ ላይ። ጥልቅ የሆነ ውይይት አድርገናል ውሳኔ እንድናስቀምጥ ብለው ቀጠሮን ይቀጥሩ ሊወስኑ ይችላሉ ማለት ነው። ስለዚህ እነዚህ አካላት ማለት ነው ከዚህ በፊት በሰጡት የቀነ ቀጠሮ መሰረት ሁሉም በአካል በመገኘት ማለት ነው ስለዚያ ጉዳይ በጥልቀት ተወያይተው ተነጋግረው። ያለውን ሀሳብ ጥቅም እና ጉዳቱን እንደዚሁም ደግሞ በቃል ስለዚያ ሆነት ማለት ነው። ሁሉን ነገር ቃል በቃል ከተነጋገሩ በኋላ እንደ አስፈላጊነቱ ብዙሃኑ በወሰነው ድምጽ። እንግዲህ ምንድን ይሆናል ማለት ነው። ውሳኔ የተላለፈና ከዚያ ጊዜ ቀን ጀምሮ ማለት ነው። ምናልባትም እንግዲህ ህጎችን ከማሻሻል ጋር በተያያዘ ሊሆን ይችላል። ቀጠሮ የተሰጠ ወይም ደግሞ እንግዲህ የተቋሙን ራዕይና ተልእኮ ወይም አላማ ለማስፈፀም። ምን አይነት ስራ በምን አይነት መንገድ እንቀሳቀስ እንዴት ውጤታማ እንሁን በሚል ርዕሰ ጉዳይ ሊሆን ይችላል። ስብሰባው ዙሮ የሰብሰባው አላማ። ማለት የሚሰበሰቡበት ርዕሰ ጉዳይ እንደ የሰብሰባው አይነት ወይም ደግሞ እንደ ተሰብሳቢዎቹ የሰው ሀላፊነት የሚለያይ ቢሆንም እንኳን። እንግዲህ በምንም ይሁን ምን ስለሚወያዩበት ነገር የመጨረሻ ውጤት የሚሉትን ውሳኔ አስቀምጠው የሚለያዩ ይሆናል ማለት ነው። ይሄ ውሳኔ ግን በዚህ በውይይቱ በንግግራቸው። ጠልቆ ጥልቅ ውይይት ከተደረገ በኋላ ሁሉም ሁሉም ላይሆን ይችላል ብዙሃኑ ባመነበት እርሰ ጉዳይ ላይ ይጸድቅና ተግባራዊ ሆኖ ስራ ላይ እንዲፈጸም ይደረጋል ማለት ነው። ስለዚህ ቀጠሮ ሲባል በዚህ ልክ መረዳት መቻል አለብን ማለት ነው።

እሺ አመሰግናለሁ እጅግ በጣም ደስ የሚሉ ጥያቄዎችን ነው እየተጠየኩት ያለሁትኝ አሁንም ቃለመጠየቁን በድምጽ አሰምቼ ካነበብኩ በኋላ ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ። አሁን ወደ ቃል መጠይቁ። ሰባት ይላል እንግዲህ ሰባት ስንል ቁጥር ነው ይሄ ቁጥር ደግሞ በአንድ አረፍተ ነገር ውስጥ ሲገባ በአረፍተ ነገር ውስጥ በአረፍተ ነገሩ መዋቅር ውስጥ ያለው ሙያ የስም ገላጭ ሆኖ ይመጣል ማለት ነው። ምክንያቱም ሰባት ካልኩ በኋላ። በቀጥታ ይሄ ሰባት የሚፈልገው ነገር ምንድነው ወይም የሚገልጸው ነገር ስምን ይሆናል ወይም ደግሞ ባለቤትን ይሆናል ማለት ነው። ስለዚህ ሰባት የሚለውን ቃል ስናየው የስም ገላጭ የሆነ በቋንቋ በአማርኛ ቋንቋ ሰዋሰዋዊ ዘዬ የስም ገላጭ የሆነ ቃል ይሆናል ማለት ነው። ስለዚህ ይሄ ቃል ደግሞ ምንድነው? ያንን ስም ወይም ደግሞ ያንን ባለቤት በምን ደረጃ በቁጥር ደረጃ ነው የሚገልጸው ማለት ነው። የዚያን የባለቤቱን ቁጥር ነው የሚገልጽ። የአሃድ ነው ማለት ነው። ስለዚህ ሰባት ማለት እንግዲህ ተፈጥሮአዊ የሆነ የመቁጠሪያ ቁጥር ነው መሰረታዊ ተፈጥሮአዊ የሆነ የመቁጠሪያ ቁጥር ነው። ያ ማለት ደግሞ ከስድስት በኋላ ወይም ደግሞ ከስምንት በፊት የምናገኘው ወይም ከሰባት በኋላ የሚገኝ ማለትም በስድስት እና በስምንት መካከል የሚገኝ መቁጠሪያ ተፈጥሮአዊ መቁጠሪያ ቁጥር ነው ማለት ነው። ስለዚህ ሰባት ብዙ ጊዜ እንግዲህ በኦርቶዶክስ ተዋህዶ እምነት መሰረት ሰባት እንግዲህ ልዩ ቦታ ፍጹም ልዩ ቦታ የሚሰጣት ቁጥር ናት ወይም ደግሞ ፍጹም ቁጥር ትባላለች ምናልባት ፍጹም ቁጥር ያስበላበት ያስባለበት ብዙ አይነት ትንታኔዎች ሊቀርቡ ይችላሉ። ወደዚያ ውስጥ ይሄን በጥልቀት የምንገባበት መንገድ ስለሌለ ዞሮ ሰባትን እንግዲህ ከተለያየ አንግል እንግዲህ የራሴን ትንታኔ የማቀርብ ይሆናል ማለት ነው። ስለዚህ ሰባት ስንል ብዙ ጊዜ እንግዲህ ምን እንድናስታውስ ወይም ደግሞ አእምሮአችን በቀጥታ የሚያስታውሰው ምንድነው? ሰባቱ እለታት አሉ ለምሳሌ እንግዲህ ሰባቱ እለታት ስንል ከሰኞ እስከ እሁድ ያሉት እለታትን ብንቆጠር ሰባት ናቸው። ሰኞ ማክሰኞ ረቡዕ ሀሙስ አርብ ቅዳሜ እሁድ ብለናል ሰባት እለታት አለን ማለት ነው። ስለዚህ ሰባት አንድም በሰባቱ እለታት አምሳያ የተሰጠ ቁጥር ነው። ሰባት ከዚያም በተጨማሪ ደግሞ ሰባት ሰባቱ ሰማያት ይባላል። እንግዲህ ሰባቱ ሰማያት እንግዲህ ሰባቱ ሰማያት በኢትዮጵያ ኦርቶዶክስ ተዋህዶ እምነት መሰረት ወደ ላይ ከምናያቸው የሰማይ ላይ አካላት ማለት ነው። ሰባቱ ሰባቱ ሰማያተ አለም የሚባሉ አሉ ማለት ነው። ስለዚህ እነዚህ ምናልባትም እያንዳንዳቸው የራሳቸው የሆነ ባህሪ ይኖራቸዋል እዚያ ጋር እኔ ያን ያህል ጥልቀት አልገባም። እንግዲህ ያን እንግዲህ ሃይማኖታዊ ያስተምሮ ነው። ብቻ ግን ሰባት ፍጹም ቁጥር ናት ተብላ የምትሰጥበትን ወይም ደግሞ ሰባት ፍጹም ቁጥር በቤተክርስቲያን እንደሆነች። ለመግለጽ ነው ያም ደግሞ አንድም በእለታቱ በሰባቱ እለታት ሃምሳ ቁጥር የተሰጠች አንድ ሁለቱም ደግሞ እኛ የማናውቃቸው ሰባቱ አለማተ ሰማይ የሚባሉት። እንግዲህ ምናልባት እኔ ስማቸውን ባላውቀውም እንኳን እነዚህ ሰባቱ ሰማያት አለማት የሚባሉ በሰማያት ላይ ማለትም እንዲህ ሽቅብ ቀና ብለን ስናይ። ባይናችን የማይታዩ ነገር ግን እነዚህ የተለያዩ አለማት የተለያየ የተለያየ ነገር የሚፈጽምባቸው ማለት ነው። እነሱ እንዳሉ የውበ እምነታችን አምነን የተቀበልነው ስለሆነ በዚህ በኩልም ሰባትን ፍጹም እንድትሆን ያደርጋታል ማለት ነው። በሌላ በኩልም እንግዲህ ሰባት የሚለውን ቃል እንዲሁ በዋናነት ማለት ነው። በቋንቋው ሰዋሰዋዊ መዋቅር ወይም ደግሞ ሰዋሰዋዊ ዘዬ የስም ገላጭ እየሆነች እንደምትገባ በዚሁ ትንታኔ ላይ እንግዲህ የምሰጠው ማብራሪያ ግልጽ ነው ማለት ነው። እንግዲህ በዚያ ምሳሌ ስንሰጥ ለምሳሌ እንዴት የስም ገላጭ ሊሆን ይችላል በሚለው? ከሰባቱ እለታት በመጀመሪያው እለት በመጀመሪያው እለት ሰማይና ምድር ተፈጠረ ብዬ ብል ከሰባቱ እለታት በአንዱ እለት በአንዱና በመጀመሪያው እለት ሰማይና ምድር ተፈጠረ ብዬ አረፍተ ነገር ብሰራ። ስለዚህ ከሰባቱ እለታት ከሰኞ እስከ እሁድ ካሉት እለታት የመጀመሪያው እለት ስንል እንግዲህ እሁድ ነው። እሁድ ማለት ደግሞ አሀድ አንድ አደረገ አሀደ አንድ አደረገ ከሚለው አንድ የመጀመሪያ መሆኑን የሚያጠቅስ ነው። በዚህ እለትም ሰማይና ሰማይና ምድር የተፈጠሩበት እለት መሆኑን የሚያጠቅስ ወይም የሚያብራራ ነው ማለት ነው። ስለዚህ ሁሌም ቢሆን ሰባት የሚለው ስም ገላጭ መሆኑን በዚህ ምሳሌም እንግዲህ ማስረዳት ይቻላል ማለት ነው። እንግዲህ በተለያዩ ርዕሰ ጉዳዮች ዳግም ተመልሼ እመጣለሁ እስከዚያው ሰላም ቸር ይግጠመን

እሺ አመሰግናለሁ እንግዲህ እንደተለመደው በቅድሚያ ቃለመጠይቁን በድምጽ አሰምቼ አነባለሁ ከዚያም ለቃለመጠይቁ የመልስ ትልታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃል መጠይቁ እንሄዳለን። ንግድ ይላል ቃል መጠይቁ እንዲሁ ስናነበው ንግድ ነው የሚለው። ንግድ የሚለውን ቃል በመጀመሪያ ደረጃ በአማርኛ ቋንቋ ሰዋ ሰዋዊ መዋቅሩ ባለቤት ነው ማለት በአረፍተ ነገር ሲገባ ባለቤት ሆኖ ነው የሚመጣ ማለት ነው። ለምሳሌ ከብዙ የተለያዩ ስራዎች አንዱ ንግድ ነው። ብዬ ብል ንግድ አሁን እዚህ ጋር ያረፍተ ነገሩ ባለቤት ይሆናል ማለት ነው። እና ሁሌም ቢሆን ንግድ የሚለው ንግድ በዚህ ሰዓት ንግድ እጅግ በጣም አዋጭ ስራ ነው። ብዬ አንድ አረፍተ ነገር ብመሰርት በዚህም አረፍተ ነገር ማለት ነው ንግድ የሚለው ቃል ምን ይሆናል ማለት ነው? የአረፍተ ነገሩ ባለቤት ወይም ደግሞ ስም ይሆናል ማለት ነው። በቃ በዚህ ሰዓት በዚህ ጊዜ በዚህ ወቅት ላይ። እጅግ አዋጪ የሆነው የስራ መስክ ቢኖር ማነው ማለት ነው ንግድ ነው ማለት ነው። ሌሎቹ እንግዲህ የተለያዩ የስራ መስኮች አሉ እነዚህ ሁሉ የስራ መስኮቹ ምናልባትም እንግዲህ ከገቢ አንፃር ማለት ነው ማነው በቂ ገንዘብ አያስገኙም ወይም ደግሞ አክሳሪ ናቸው ማለት ነው። ንግድ ግን ሁሌም ቢሆን ያው ትርፋማ ያደርጋል ማለት ነው። ምክንያቱም ንግድ ሲባል የገዙትን እቃ እየጨመሩ ስለሚሸጡ ሁሌም ቢሆን ትርፍ አላቸው ማለት ነው። ነገሮቹ ሲጨምሩ አብረው ይጨምራሉ ሲቀንሱም አብረው ጎን ለጎን እየቀነሱ ስለሚመጡ መቼም ይሆን እንግዲህ ኪሳራ የሌለበት ይሆናል ማለት ነው። ግን እንደዚህ ስንል ብዙ ጊዜ ማለታችን ለማለት ነው እንጂ ሁልጊዜም ምናልባት ንግድ ያው በአትራፊ ላይሆድ ይችላል። ምክንያቱም ምርቶቹ እንግዲህ ምናልባትም ተመሳሳይ ምርቶች ሊመረጡ ይችላሉ ወይም ደግሞ እንግዲህ ያንን ምርት የሚያመርተው አካል በቃ በወረደ ዋጋ ማህበረሰቡን ልጠቅ እጠቅማለሁ ብሎ እንግዲህ እንደ አይነት ሀሳብ ይዞ ቢነሳ ምናልባትም ከዚያ በፊት የተገዙ እቃዎች እንግዲህ ሊረክሱ ይችላሉ ቀደም ብሎታል ተሸጡ ማለት ነው እና በዚያ ሰዓት አክሳሪ ሊሆን ይችላል። ዞሮ ዞሮ ግን በዋናነት እንዲህ አይነት የማኔጅመንት ስራም ስለሌለ በአለም አቀፍ ደረጃ ማለት ነው። ንግድ እጅግ በጣም አዋጭ የሆነ ምርጥ ስራ ነው በተለይ በዚህ በአሁኑ ወቅት ማለት ነው። ስለዚህ ንግድ ስንል ምንድነው ትዝ የሚለን ነገር ማለት ነው። በዋናነት እንግዲህ የሚሸጡ ነገሮች አሉ እነዚያን የሚሸጡ ነገሮች በዋናነት የሚመረቱበት ቦታ አለ። ቁሳ አካላት ወይም ደግሞ ለንግድ የሚውሉ የኢንዱስትሪ ውጤቶችም ሊሆኑ ይችላሉ ወይም ደግሞ የግብርና ምርቶች ሊሆኑ ይችላሉ። ዞሮ ዞሮ የትኛውም አይነት ምርት። ምንድነው የግብርና ምርትም ይሁን የእንስሳት ምርትም ይሁን ወይም ደግሞ የተለያዩ የኢንዱስትሪ ምርቶችም ይሁኑ በዋናነት ምንድነው እነዚህ ምርቶች ከተመረቱበት ቦታ። በቅናሽ ዋጋ ገዝቶ እነዚህ ምርቶች ወደሌሉበት ቦታ በቀላሉ በማይገኙበት ቦታ ወትዶ እነዚህን ምርቶች ማለት ነው። በቃ ከፍ ባለ የገንዘብ መጠን መሸጥ ማለት ነው። ስለዚህ ገዢና ሻጭ እዚህ ጋር ይኸው የሆነ ጥብቅ የሆነ ግድኙነት ይፈጥራሉ ማለት ነው። ንግድ ንግድ አለም ላይ ምንድነው ሻጭና ገዢ ጥልቅ ወይም ደግሞ ጥብቅ የሆነ ግንኙነት በመፍጠር ያው ትስስር በመፍጠር ማለት ነው። ግብይት የሚካሄድበት ስርዓት ይሆናል ማለት ነው። እና ለምሳሌ ንግድ ስንል እንደው ብዙ ጊዜ እንደው በዋናነት እዚህ ንግድ በሚለው ቃል ላይ ምን ይመጣል መሰላችሁ? በፊት ማለት ነው ከዚህ በፊት እስካሁንም ድረስ አለ። በርግጥ እንትኑ እስካሁን ድረስ አለ ምንድነው? እንግዲህ ይሄ የአፍሪካ ሀገሮች ምንም ያን ያህል ያልበለፀጉ ገና ያላደጉ ናቸው። እነዚህ የአፍሪካ ሀገሮች በኢንዱስትሪ ገና አላደጉም እንደገና የውጩ አለሞች እንደ አውሮፓ አሜሪካ አይነት ሀገሮች ደግሞ እጅግ በጣም በቃ በላቀ የቴክኖሎጂ ደረጃ ላይ ነው። የደረሱና ምንድነው? እንግዲህ እኛ በጥሬ ሀብት ክምችታችን በተለይ የአፍሪካውያን ሀገሮች በጥሬ ሀብት ክምችት የተሻለ ካፓሲቲው ወይም ደግሞ የተሻለ አቅም ላይ ነው ያለነው። ነገር ግን የኢንዱስትሪ እድገታችን ግን እጅግ በጣም የወረደ ነው ያ ማለት ምንድነው? ምንም ጥሬ እቃው እንኳን ቢኖረህን ይሄንን ጥሬ እቃ ፕሮሰስ አድርገነ በተሻለ ጥራትና ጥራትና እና ወይም ደግሞ መጠን ለማቅረብ አንችልም ማለት ነው። ምክንያቱም ኢንዱስትሪው የለንም። ስለዚህ እነዚህ ጥሬ እቃዎችን የግዴታ ወደ ውጭ እንልካለን ውጭ ደግሞ በቴክኖሎጂው በኢንዱስትሪው አለም በጣም ያደጉ ስለሆነ ይሄን ጥሬ እቃ ይሄን ጥሬ እቃ በርካሽ ዋጋ ይገዙና እነሱ በኢንዱስትሪ ውስጥ እንግዲህ የሚያልፉ ሂደቶችን ያሳልፉና በጥራታቸው እጅግ በጣም ጥርት ያሉ የጥራት ደረጃ ምርት ያመርቱና መልሰው እንደገና ውጤቱን ወደ እኛ በውድ ዋጋ ይሸጡልናል ማለት ነው። ስለዚህ በመሸጥና በመግዛት መካከል ያለ የሀገሮቹ ወይም የግለሰቦቹ ግንኙነት ነው ንግድ

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ከዚያ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ ይመስለት ይሆናል ማለት ነው። አሁን ወደ ቃለ መጠይቁ መሄድ እንችላለን። ጆሮ ይላል። እንግዲህ ጆሮ ስንል እንደሚጠዋወቀው ጆሮ። ምን ጆሮ ማለት ምን ማለት ነው? ጆሮ ለምን ጠቀሜታ ይውላል። እንደዚሁም ደግሞ ጆሮን የሚጎዱ ነገሮችስ ምን ምን ነገሮች ናቸው? የሚልና ሌሎቹንም እንግዲህ ወሳኝ ወሳኝ የሆኑ ነጥቦችን እያነሳሁኝ በዚህ እንግዲህ አጭር በሆነች ደቂቃ ውስጥ። የራሴን ማብራሪያ እሰጣለሁ ማለት ነው። አሁን ወደ ማብራሪያው እንግዲህ እንደሚታወቀው ከተለያዩ የሰውነት ክፍሎቻችን ውስጥ አንዱ ጆሮ ነው ማለት ነው። ጆሮ ደግሞ እንዲሁ ማነው የአንዱ የስሜት የአባላተ ስሜት ክፍላችን ነው ማለት ነው። ምክንያቱም ጆሮአችን በአይናችን ነገሮችን አይተን እንደምንለይ ሁሉ በምላሳችን ደግሞ ነገሮቹን ቀምሰን ጣዕማቸውን መለየት እንደምንችል ሁሉ። እንደዚሁም በጀሮአችን ደግሞ የነገሮቹን ድምጽ በመስማት ይሄ የተፈጠረው ድምጽ የምን ድምጽ እንደሆነ ወይም ደግሞ የምንሰማውን ድምጽ በትክክል ትርጉም ያለው ወይም የሌለው መሆኑን። በመለየት ለዚያ ድምጽ መልስ የሚሰጥ ዋናውና የድምጽን ድምጽን በመስማት ምላሽ የሚሰጠው የሰውነት ክፍላችን ማን ይሆናል ማለት ነው ጆሮ ይሆናል ማለት ነው። ስለዚህ እንደው ጆሮ ስንል ምናልባትም ከሰውነት የኛ የሰውነት ክፍላችን ራሱን የቻለ የሰውነት ክፍላችን አንዱ አለ። ጆሮ ስንል ለምሳሌ የን ስራ ጆሮ አለ ለምሳሌ አሁን በዚህን ጊዜ የን ስራ ጆሮ። ወይም ደግሞ የ ምንድነው የጋኑ ጆሮ ልንል እንችላለን። እና ጆሮ የሚለውን ቃሉን ብቻ በማየት እውነትም አንዱ የሰውነት ክፍላችን ብቻ መሆኑን መረዳት ያዳግታል ማለት ነው። ማለት ቃሉ በአረፍተ ነገር ሲገባ ብቻ የትኛውን ክፍል እንደሚያጠይቅ መለየት እንችላለን ማለት ነው። ያ ምን ምስል ምን ማለቴ ነው? ለምሳሌ የንስረው ጆሮ ተሰብሯል ብዬ ብል አሁን የንስረው ወይም ደግሞ የጋኑ ጋኑ የሚያዳምጥበት ጆሮ አለው እያልኩ አይደለም ጆሮ ሳይሆን መያዣውን ማለቴ ነው። እንስራው ሲሰራ ማለት ነው ወይም ጋር ነው ሲሰራ ጆሮ ይበጅለታል መያዣ ማለት ነው። ስለዚህ እንስረው ላይ የተቀጠለለት የእንስረውን ለማንሳት ወይም ደግሞ ጥብቅ አድርጎ ለመያዝ የሚያገለግለው የእንስረው ክፍል ጆሮ የሚባል አለው ያ ግን እንደ እንስሳት ጆሮ የሚያዳምጥ ወይም ደግሞ የሚሰማ አይደለም። ለምሳሌ ጆሮ ማነው መስማት የተሳናቸው ጆሯቸው አይሰማም ብዬ ብል ምንድነው ጆሯቸው እንግዲህ ምንም የሰውነት ክፍሉ ቢኖርም እንኳን ጆሮ የሚባለው የሰውነት ክፍላቸው ቢኖርም። እንግዲህ ዋና ድምጽን የሚለየው የጆሮ ታምቡራታቸው ፈንድቷል ማለት ነው። ስለዚህ የጆሮ ታምቡራታቸው የተደፈነ ወይም ደግሞ የፈነዳ ሰዎች ማለት ነው የትኛውንም አይነት ድምጽ አንድም መስማት አይችሉም ድምጹንም ራሱ ሊለዩት አይችሉም ማለት ነው። እና እንግዲህ የእንስሳት ጆሮ ስንል እንደ አጠቃላይ የእንስሳት ጆሮ ስንል ድምጽ ድምጽን ሰምተው ለዚያ ድምጽ ትርጉም የሚሰጥ የሰውነት አንዱ የሰውነት ክፍላቸው ነው። ቅድም በሰጠሁት ምሳሌ መሰረት ደግሞ የጋኑ ጆሮ የንስረው ጆሮ የፌጫ ጆሮ እያልኩ መገልጽ ከሆነ ደግሞ ወይም ደግሞ አረፍተ ነገር ስመሰርት ምን ማለቴ ነው? እንስረው የሚያዳምጥ ወይም ደግሞ መልስ ለድምጽ መልስ የሚሰጥ ሆኖ ሳይሆን ስራውን ስንይዝ ስንጨብጠው ስናንቀሳቅስ ከወጣ ወደ ወጣ ጭብጥ አድርገን የምንይዘው ወደ ላይ ወገው በላይ አብሮ ተቀጥሎ የሚሰራለት አንዱ የእንስረው አካል ይሆናል የእንስረው ክፍል ይሆናል ማለት ነው። እና ጆሮ ስንል እንግዲህ ሁሌም ቢሆን እንደው በእኛ የጆሮአችንን ክፍል ብቻ ሳይሆን የተለያየ አውድ ሊኖረው እንደሚችል በዚህ አጋጣሚ ወይም ደግሞ ይሄ አሁን የሰጠሁት ማብራሪያ ማለት ነው። በቂ ምላሽ ይሰጣል ብዬ እኔ በበኩሌ አምናለሁኝ ስለዚህ ጆሮ ስንል ሁላችንም ቢሆን በዚህ ልክ መረዳት መቻል አለብህን ማለት ነው። ስለዚህ ጆሮ ጠቢ ይባላል ምን ማለት ነው? ጆሮ ጠቢ ስንል አሁን ለብዛሬ አይ አየለ እኮ ጆሮ ጠቢ ነው ብንል ምን ማለታችን ነው አየለ ምን አይነት ባህሪ አለው ማለት ነው? የአንድን ሰው ንግግር ሰው ባላወቀበት መልኩ ያዳምጥና ወስዶ ለሌላ ሰው የሚናገር ሰው ማለት ነው ጆሮ ጠቢ ማለት። እንጂ ጆሮውን እንደ ጡት ይጠባዋል ማለት አይደለም። የአንድ ሰው ንግግር ወይም ደግሞ ሀሳቡን ከሆነ አጋጣሚ የሚያወራውን ነገር ሁሉ የማያዳምጥ ወይም የማይሰማ መስኮ ነገሮችን ይደቅምና ወስዶ ለሌላ ሰው የሚናገር ሰው

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ፤ ከዚያ በኋላ ደግሞ እንግዲህ ቃለ መጠይቁን ካነበብኩ በኋላ ለቃለ መጠይቁ ትንታኔ ወይም ማብራሪያ እሰጣለሁ ማለት ነው። ይሄ ማብራሪያም ማነው ቃለመጠይቁን በድምጽ አሰምቶ ማንበቡ ዋና ትርጉሙ ምንድነው ይህንን አውዲዮ ለሚከታተል አድማጭ ሁሉ በምን ጉዳይ ላይ ያተኮረ ትልታኔ እየሰጠሁ እንደሆነ በቀላሉ ሀሳቡን መረዳት እንዲችሉ ስለሆነ ማለት ነው። ስለዚህ "ቃለመጠይቁ ምን ይላል?" አውረድ ይላል። አውርድ የሚለውን ቃል ስናይ እንደዚሁ ምንድነው ሙሉ ትርጉም ያለው አንድ አረፍተ ነገር ነው ማለት ነው። ይሄ አረፍተ ነገር ግን በራሱ ምን አይነት አረፍተ ነገር ነው ማለት ነው ትእዛዛዊ የሆነ አረፍተ ነገር ነው ማለት ነው። ምክንያቱም እኔ የሆነን ልጅ አንተ አውርድ እያልኩት ነው ማለት ነው ባለቤት አለው እንደዚሁም ደግሞ ግስ አለው ማለት ነው። ስለዚህ ተውሳከግት ማነው ግስ ወይም ደግሞ ቨርቭ የምንለውን በእንግሊዝኛው ማለት ነው ስለዚህ አውርድ ስንል ትእዛዛዊ የሆነ አረፍተ ነገር ነው ብያለሁኝ ይሄም ማለት ደግሞ ምናልባትም የተለያዩ ፋይሎችን ከበይነ መረብ ላይ ወይም ደግሞ ከሌላ ነገር ላይ ኮምፒውተር ወይም ደግሞ የተለያዩ ነገሮችን ከ ስልካችንን ተጠቅመን ሊሆን ይችላል፤ ወይም ደግሞ ኮምፒውተራችንን ተጠቅመን ሊሆን ይችላል የምንፈልገው ፎቶ ሊሆን ይችላል፤ ወይም ደግሞ እንግዲህ አውዲዮ ሊሆን ይችላል፤ ወይም ቪዲዮ ሊሆን ይችላል፤ ብቻ የትኛውም አይነት የምንፈልገው መረጃ እንግዲህ ኢንተርኔት ላይ ስናገኝ ይሄን ከበይነ መረብ ላይ በቀጥታ ወደ ራሳችን ወደ ወደ ራሳችን የኤሌክትሮኒክስ መሳሪያ ምናልባት ኮምፒውተር ሊሆን ይችላል፣ ስልክ ሊሆን ይችላል፣ ወይም ደግሞ ዲስክቶፕ ሊሆን ይችላል ወደ እሱ እናወርደዋለን ማለት ወደ ምንድነው እናወርደዋለን ስንል ያንን ፋይል በቀጥታ ኮፒ አድርገን እናመጣዋለን ማለት ነው ዳውንሎድ ስናደርገው ወይም ደግሞ አውርድ ስንል ማለት ነው። ከዚያ በኋላ ካወረድነው በኋላ እንግዲህ በፈለግነው ቦታ ሆነን ምንም ኢንተርኔት ሳንጠቀም ሳያስ ሳያስፈልገን ማለት ነው የምንፈልገውን እንግዲህ እዚያ ላይ የምንጠቀመውን አገልግሎት ማግኘት እንችላለን ማለት ነው። ለምሳሌ አንድ ደስ የሚል ሙዚቃ እንግዲህ በኢንተርኔት አሁን ኢንተርኔት ከፍቼ ላይ እችላለሁ ስለዚህ ይሄንን ሙዚቃ ሳዳምጥ ደስ ካለኝ ኢንተርኔት በሌለበት ቦታ ቦታ ሁሉ እየከፈትኩኝ ያንን ድምጽ ሙዚቃውን ለማዳመጥ የግዴታ ምና ማድረግ አለብኝ ማለት ነው እዚህ በኢንተርኔት ተጠቅሜ አወርደዋለሁ ማለት ነው። ከዚያ በኋላ ኢንተርኔት ሳያስፈልገኝ በፈለገኝ ሰዓት ያን እየከፈትኩ ማዳመጥ እችላለሁ ማለት ነው። ስለዚህ አውርድ ሲል ከበይነ መረብ ላይ ማለት ነው። የምንፈልጋቸውን ፋይል ወደ ግል ኮምፒውተራችን ወይም ደግሞ ወደ ግል ስልካችን ማውረድን ወይም ደግሞ ኮፒ አድርጎ ማስቀረትን የሚያጠይቅ ቃል ይሆናል ማለት ነው። በሌላ አገላለጽም እንግዲህ አውርድ ስንል ምን ማለት ነው እላይ የተንጠለጠለን ወይም ደግሞ የተሰቀለን ነገር ወደ መሬት ዝቅ አድርገው ተብሎ ለመ የጠ ለመግለጽ የተፈለገ ቃልም ይሆናል ማለት ነው፤ እና አውርድ የሚለውን እንግዲህ ብዙ ጊዜ የአማርኛ ቃላት ማለት ነው ቃላቱ አረፍተ ነገር ውስጥ ሲገቡ ነው ትክክለኛ ትርጉማቸውን የምናውቀው እንጂ ዝም ብሎ ቃሉ ብቻውን ሲቀመጥ የተለያየ ትርጉም ሊኖረው ስለሚችል ምንም የትኛውን ትርጉም እንደያዘ መለየት ያቅተናል። ዙሮ ዙሮ ግን አሁንም አውርድ የሚለው ቃል ምናልባትም በተለየ ትርጉሙ ምን ማለት ነው ከፍ ብሎ የተቀመጠን ወይም የተሰቀለን ነገር ወይም የተንጠለጠለን ነገር ፈቶ ወይም ደግሞ አውርዶ መሬት ላይ ማስቀመጥን ወይም ደግሞ ዝቅ ማድረግን ይመለ ያጠይቃል ማለት ነው። ለምሳሌ እንግዲህ ምንድነው ለምሳሌ አሁን የሚበላሽ ነገር በተለይ ከምግብ አይነት ለምሳሌ እንደው አንድ ምሳሌ ልግለጽ እና አሁን በገጠር በተለይ ገጠሩ ክፍል ላይ የሆነ ፕሮግራም ነገር ሲያዘጋጁ ምንድነው ምግቡ በጣም በቃ ይበላሽባቸዋል፤ ያ ማለት ፍርፋሬ ይነሳል ከየሰው ሰው ዝም ብሎ የማይበላው ሁሉ ይቀበልና ከዚያ በኋላ እንጀራ ፍርፋሪ ይሆናል ዝም ብሎ በቃ የማይበላ ነገር ግን ደርቆ ደግሞ ወደ ተለያዩ የምግብ አይነት መ የሚዘጋጃ አይነት ምግብ ማለት ነው። ስለዚህ ይሄ ምግብ እንዳይበላሽባቸው ወይም ደግሞ እንግዲህ እንዳይቆሽሽባቸው ምን ያደርጋሉ ቀጥታ ቋጥ ላይ ይሰቅሉና እንዲደርቅ ያደርጉታል። ከዚያ ከደረቀ በኋላ እንግዲህ ከዚያ ከቆጡ ላይ ያወርዱና እንግዲህ እንዳስፈላጊነቱ ለተለያየ አገልግሎት ሊጠቀሙት ይችላሉ ማለት ነው። ወይም ደግሞ አሁን ለምሳሌ ድንች እንግዲህ ብዙ ጊዜ ክረምት ላይ ነው የሚደርሰው። የድንች ተቆፍሮ ከወጣ በኋላ ምናልባትም ይሄ ድንች እንግዲህ መሬት ላይ ቢቀመጥ ተመልሶ ሊበላሽ ይችላል። የዚህኔ ምን ይሆናል ማለት ነው ከቆጥ ላይ ይሰቀላል እንዲደርቅ ማለት ነው። ከዚያ በኋላ ቆጥ ላይ ይሰቀልና ከደረቀ በኋላ በቀጥታ ይወርድና እንግዲህ እንደ አስፈላጊነቱም እየተቀቀለም ሆነ ወጥ እየተሰራ ሊበላ ይችላል። ስለዚህ እዚያ ቆጥ ላይ የተሰቀለውን ድንች አውርድ ማለት አውርደው መሬት ላይ ወለል ላይ አምጠውና እንግዲህ እንዳስፈላጊነቱ እንጠቀመው እንገልገለው ለማለት የተገለጸ ትእዛዛዊ አረፍተ ነገር ነው ማለት ነው።

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ቃለ መጠይቁን በድምጽ አሰምቼ አነብና ከዚያ በኋላ ለቃለ መጠይቁ የመልስ ትንታኔ እሰጣለሁ ማለት ነው። አሁን ወደ ቃለ መጠይቁ አረንጓዴ ይላል። አረንጓዴ ደስ ይላል እንግዲህ አረንጓዴ ማለት ስሙ ራሱ ደስ ይላል እንደዚሁም ደግሞ አረንጓዴ ስንል የቀለም አይነት ነው። ምን አይነት ቀለም ነው ስንል እንግዲህ ቀዝቀዝ ያለ ቀለም ነው ማለት ነው። ቀዝቀዝ ያለ ቀለም ማለት ሞቃት ያልሆነ ወይም ደግሞ ቀዝቀዝ ያለ ቀለም ማለት። በጣም ድምቀት የሌለው ማለት ነው። ሞቃትና ቀዝቃዛ ቀለም ተብሎ በመጀመሪያ ሁሉም ቀለሞች ማለት ነው። ሞቃትና ቀዝቃዛ ይባላሉ ያ ማለት እንግዲህ። ሞቃት ቀለም ስንል እጃችንን የሚሞቀን ወይም ቆዳችን የሚያቃጥል ሆኖ ሳይሆን። ድምቀቱን ነው እንግዲህ ይሄ የምንገልጸው የምንገልጽበት ማለት ነው። እና አረንጓዴ እንግዲህ ከቀዝቃዛ ቀለመ ቀለማት አይነቶች አንዱ ይሆንና። ብዙ ጊዜ ብዙን ጊዜ አረንጓዴ ስንል ምንድነው? ይሄ ክሎሮፊል ይሄ የእጽዋት ቅጠል መልክ ነው። እንግዲህ በአእምሮአችን የሚመጣው እና አረንጓዴ ስንል የተለያዩ እጽዋት እንግዲህ የሚያሳዩት የቀለም አይነት ምንድነው? አረንጓዴ ነው ማለት ነው። እና ቀለሙ ደግሞ ቀዝቃዝ ያለ ቀዝቃዛ ቀለም ነው ማለት ነው። እና ይሄ ቀለም ቀለምም በተፈጥሮ ውስጥ የሚገኝና ከቤጫ ሰማያዊ ቀለማት ድብልቅ የሚፈጠር ከቢጫና ከሰማያዊ ቀለምን በመቀላቀል። ልናገኘው የምንችለው አረንጓዴ አይነት ቀለም ነው ማለት ነው። እንደዚሁም ደግሞ ይሄ አረንጓዴ የምንለው የተለያዩ የእጽዋትን አይነት የእጽዋትን የቅጠላቸውን ቀለም የሚያጠይቅ ነው ማለት ነው። ምናልባት አንዳንድ እጽዋቶች አሉ በተፈሮቸው ቅጠሎቻቸው ቢጫ አይነት ነገር የሄደ አለ ዞሮ እነሱን አያካትትም። ብዙዎቹ ግን ዘጠና ፐርሰንት የሚሆኑት የእፅዋት አይነቶች ቅጠላቸው ምንድነው ማለት ነው። ወደ አረንጓዴ ይሆናል ማለት ነው። እና አረንጓዴ እንግዲህ ቅድም ገልጨዋለሁኝ ምንድነው? ማነው ቀዝቀዝ ያለ ቀለም ይሆናል ማለት ነው። ያ ማለት ያን ያህል እንደው በጣም ሪፍሌክቲቭ አይደለም ማለት በጣም አንጸባራቂ አይደለም ቀዝቀዝ ያለ ቀለም ነው ማለት ነው። እንግዲህ አረንጓዴ ቀለም ብዙ ጊዜ እንደው ለብዙ ትርጉሞች ይሰጠዋል። እንግዲህ አረንጓዴ ቀለም ያአሸናፊነትን የትልቅ ተስፋን እድገትን እድሳትን ብልጽግናን። ብቻ ትልቅ የመሆን ደረጃን የሚያመለክት ወይም የሚያጠይቅ የቀለም አይነት ነው ማለት ነው። አሁን ለምሳሌ ቀይ የአደጋ ምልክት እንደሆነ ሁሉ ቢጫ ደግሞ የማስጠንቀቂያ ምልክት እንደሆነ ሁሉ አረንጓዴ ግን ምንድነው? በቃ ከዚህ ከእነዚህ ፍጹም በተለየ መልኩ ምንድነው? አንድም ጤነ ሙሉ ጤነኛ መሆንን እድገትን እንደዚሁም ብልጽግናን እንደዚሁም ደግሞ በቃ የነገሮችን መዳበር መበልጸግ ማደግ መታደስ ወይም ደግሞ ትልቅ የሆነ እንትን አችብመንት ወይም ደግሞ ጎል ላይ መድረሳችን ወይም አላማችንን ማስፈጸማችን ማፈጸማችንን የሚያጠይቅ የቀለም አይነት ይሆናል ማለት ነው። እና ብዙ ጊዜ እንደው አሁን ይሄንን እንደውም በምሳሌ ጠንካራ አድርጌ በገልጸው ጥሩ ይመስለኛል። አሁን ለምሳሌ የሆነ የተለያዩ ውድድሮች አሉ። ሩጫ ሊሆን ይችላል ወይም ደግሞ የሙዚቃ ውድድር ሊሆን ይችላል ወይም ደግሞ ምናልባትም ተሰጥኦ ያላቸው ሰዎችን እንደየተሰጧቸው በተለያየ መልኩ እየተወዳደሩ ይወዳደራሉ ማለት ነው። ሰው በእንደ ፍላጎቱ ወይም ደግሞ እንደ እንደየችሎታው ይወዳደራል። ለምሳሌ በሙዚቃው አለም ሊሆን ይችላል። ውድድሩ ወይም ደግሞ በስነ ጥበብ በስነ ጥበብ ወይም ደግሞ በኪነ ጥበብ በእጅ ሙያ ሊሆን ይችላል ብቻ በተለያዩ የስራ መስኮች ሰዎቹ እንግዲህ ሊዳኙ ወይም ደግሞ የስራ ውጤታቸውን አምጥተው ያንን በዚያ ስራ መስክ ደግሞ ልዩ ብቃት ያላቸው ዳኞች ተመርጠው ሰዎቹ የስራ ብቃታቸውን እያመጡ ሊያሳዩና ወይም ደግሞ የስራ ብቃታቸውን በእነዚህ ዳኞች ፊት ሊመዘኑ ይችላሉ። ከዚያ የተሻለ ውጤት ያመጣውን ሰው ምን ያሳዩታል ማለት ነው። አረንጓዴ ካርድ ያወጡለታል። ይሄ ማለት በጣም በቃ ትክ ያቀረብከው ነገር ደስ ብሎናል በቃ ያሰብከው ሚኞት ተሳክቶልሃል ስኬትህ አላማ ተሟልቶልሃል። ወይም ደግሞ ትልቅ ስኬት ላይ ደርሰሃል ብለው እንግዲህ ብልጽግናውን የልጁን እድገት የዚህ ተወዳዳሪ አሸናፊነቱን ወይም ደግሞ እድገቱን ወይም ደግሞ ከሁሉም በላይ የተሻለ መሆኑን ለመግለጽ ሲባል ማለት ነው። አረንጓዴ ቀደም ያሳዩታል ማለት ነው። አረንጓዴ ቀደም ያለው ካርድ ይመዙና ያ ማለት በጣም እንግዲህ ስራ እጅግ በጣም ደስ የሚልና። የዚህ ውድድርም በቃ በዚህ ውድድር ትልቅ አስተዋጽኦ ያደረግ በጣም ተወዳዳሪ ተወዳዳሪ የሌለህ ልዩ ሰው ነህ ብለው ለመግለጽ ሲሞክሩ ነው። እንግዲህ አረንጓዴ ካርዳ አውጥተው የሚያሳዩት። እና አረንጓዴ

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ብሆን ቃለ መጠይቁን በድምጽ አሰምቸ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ እንሄዳለን። ቡድን ይላል ቡድን ስንል ምን ማለታችን ነው? የቡድን ዋና አላማው ምንድነው? ማለት በቡድን ሆኖ ስራን መስራት ዋና አላማው ምንድነው የሚሉና። ሌሎቹንም እንግዲህ የተለያዩ ጥያቄዎችን እያነሳሁኝ በዚች አጭር በሆነች ደቂቃ ውስጥ ዋና ዋና ነጥቦችን ያው ጥንታኔ ለመስጠት እሞክራለሁ ማለት ነው። ስለዚህ ቡድን ማለት። ከሁለት እና ከዚያ በላይ የሆኑ ሰዎች በአንድ ላይ ስብስብ ፈጥረው አንድ የሆነ ነገር ለመስራት ወይም ደግሞ ለአንድ ለሆነ አላማ የሚሰባሰቡ ወይም ደግሞ ስብስብ የሚፈጥሩ ሰዎች ማለት ነው። ያ እንግዲህ ስብስብ የፈጠሩበት ዋናው አላማቸው ወይም ደግሞ ግባቸው ምናልባትም እንደ ጋራ አንድ እንግዲህ ሊያሳኩት የፈለጉት ነገር ይኖራል ማለት ነው። ስለዚህ ያንን ነገር ለማሳካት በአንድ እንደአንድ በቃ ጠንካራ ሆነው ያንን ስራ ለመስራት የተሰባሰቡ የሰዎች ስብስብ ከሆነ። ምናልባትም እንግዲህ እንደ ቡድን ሌላ ደግሞ የነሱ ተቃራኒ የሆነ ቡድን ይኖራል ማለት ነው። ስለዚህ ውድድር ነው ፉክክር ነው። ስለዚህ በዚያ ውድድር ላይ ደግሞ እነዚህ ተሸናፊ እንዳይሆኑ ሁሉም ማለት ነው አንድ የጋራ የሚያደርጋቸው ሀሳብ ምንድነው? ሁሉም የተሰባሰቡበትን ዋናውን አላማ ዳር ለማድረስ ግብ ለመምታት ወይም ደግሞ አላማውን ለማስፈፀም ማለት ነው። ያለ የሌለ ጥረታቸውን ሁሉ በማድረግ በመደጋገፍ ማለት አንደኛው አንደኛውን በመሸፈን በመደጋገፍ እና በትብብር ማለት ነው። እንደ አንድ በጋራ አስበው አቅደው የሆነ ስራ የሚሰሩ ሰዎች ወይም ደግሞ የሰዎች ስብስብ ማለት ነው። ለምሳሌ አሁን ይሄንን ምሳሌ ሰጥቼ ባብራራው ጥሩ ስለሚሆን ወደ ምሳሌው እንሂድ። ለምሳሌ አሁን እግር ኳስ አለ እግር ኳስ ጨዋታ ማለት ነው እንደው በዋናነት እንደው ይሄ ጥሩ ምሳሌ ይሆናል ብዬ አስባለሁኝ። ስለዚህ አሁን በዚህ በዚህ የእግር ኳስ ጨዋታ ላይ ሁለት ቡድን የግዴታ ጨዋታውን ለማካሄድ ሁለት ቡድን ያስፈልጋል። ስለዚህ በየቡድኑ ምናልባት የሚያስፈልገው ሰው እንደየጨዋታው አይነት የተለያየ ሊሆን ይችላል ዙሮ ዙሮ ይሄ እንደየአጨዋወቱ እንደጨዋታው አይነት ማለት ነው። እግር ኳስ ከሆነ። 11 ሰው ነው የሚያስፈልገው አንድ ጎል ኪፐር ከዛ ደግሞ ሌሎቹ እንደ አስፈላጊነታቸው ያው የራሱን የቻለ ሀላፊነት ሀላፊነት ይሰጣቸዋል ከዚያ በኋላ ምንድነው ማለት ነው? ሁለቱም በድኖች ማለት ነው እንግዲህ ለምሳሌ አርሰናል እና ማችስተር ሊሆኑ ይችላሉ እንግዲህ ቡድኖቹ ማለት ነው። በአርሰናል ውስጥ ራሱን የቻለ አስራ አንድ አባል ያለበት አስራ አንድ የሰው ቁጥር ያለበት አባል ያሉበት አንድ ቡድን ነው። በማንችስተርም እንደዚሁ አስራ አንድ የሰው ቁጥር ያለበት ማለት የተጫዋች ቁጥሮቹ አስራ አንድ የሆኑ በቁጥር ተመጣጣኝ ነው የሚሆኑት እኩል ነው የሚሆኑት። ነገር ግን በአፈጻጸም ሁኔታ እንደየ ግሩፑ ስራውን የመከወን ወይም ደግሞ የአፈጻጸም ደረጃ ይለካል ማለት ነው። ከዚያ በኋላ ሁለቱም ማለት ነው በተቃራኒ አቅጣጫ አንድም በተቃራኒ አቅጣጫ ጎል ለማስገባት ሁለትም ደግሞ በእነሱ ጎል እንዳይገባ ቅድመ ጥንቃቄ ልዩ የሆነ ጥንቃቄ በማድረግ ኳሷን መቆጣጠር መቻል ነው። እንግዲህ የሁለቱም ዋና አላማቸው ወይም ደግሞ ጎላቸው ወይም ደግሞ ግባቸው ማለት ነው። ስለዚህ በዚህ የጨዋታ ህግ መሰረት ማለት ነው። ቋሲት እንግዲህ የተለያዩ ዳኞች አሉ እነዚያ ዳኞች ደግሞ የመስመር ዳኛ እና የውስጥ ዳኛ እንደዚሁም። እንግዲህ የተለያዩ ችግሮች ሲፈጠሩ እነዚያን ችግሮች ወዲያውኑ መልስ በመስጠት ወይም ደግሞ መፍትሄ በመስጠት ጨዋታው ያለምንም መቆራረጥ ጨዋታው እንዲካሄድ ያው ህግ አስከባሪ ደንብ አስከባሪ ዳኞች ይኖራሉ። ዙሮ ዙሮ በዚህ ልክ ህጋዊ በሆነ መልኩ ጨዋታው ይጀመርና ከዚያ በኋላ ሁሉም ማለት ነው። እንደ አንድ አላማ አርሰናል በማነው በማንችስተር ጎል ለማስገባት የራሱን የሆነ ጥረት ያደርጋል ሁሉም በዚያ ቡድን ውስጥ ያሉ አባላት ማለት ነው። እንደዚሁም ደግሞ የማንችስተር ሲቲ ተጫዋቾች ደግሞ በአርሰናል ጎል ላይ ለማስገባት የራሳቸውን እንግዲህ እያንዳንዱ አባል በዚያ ቡድን ውስጥ ያለ አባል የራሱን እንግዲህ የመጨረሻ ጥረቱን እየተጠቀመ ይጫወታል ማለት ነው። ስለዚህ ምናልባት እንግዲህ በዚህ ውድድር ውስጥ ተሸናፊ ያው እኩል ሊወጡ ይችላሉ ወይም ደግሞ አንዱ አሸናፊ ሌላው ተሸናፊ ሊሆን ይችላል። እና ቡድን ስንል ምንድነው? በዚያ አንድ በዚያ ቡድን ውስጥ ከሁለት እና ከዚያ በላይ በሆኑ የሰዎች ስብስብ ውስጥ አንድን ስራ ለመስራት እንደ አንድ በጋራ ተባብረው ለመስራት የሚሰባሰቡ የሰዎችን ስብስብ የሚያጠይቅ ቃል ነው ማለት ነው። ይሄም ቅድም የሰጠሁት ምሳሌ። በደንብ እንግዲህ ሀሳቡን ግልጽ አድርጎ የሚያሳይ ይሆናል ማለት ነው። እና ከዚያ በኋላ የመጨረሻ ጥረታችን

እሺ አመሰግናለሁ አሁንም በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። ቃለመጠይቁ ቅዳ ይላል። እንግዲህ ቅዳ የሚለውን ቃል ስናየው እንደዚሁ እንግዲህ ብዙ ጊዜ ስናገር ነበረ ቀዲያ የአማርኛ ቃላት። በአረፍተ ነገር ውስጥ ሲገቡ ብቻ ነው ትክክለኛ አድርጉማቸውን የምናውቀው ወይም የምናገኘው ማለት ነው ከዚያ ውጪ ግን ዝም ብለው ቃሉ ተቀምጦልን የምንሰጠው ትርጉም ያ ብቻ ትርጉም ላይሆን ይችላል ማለት ነው። አሁን ለምሳሌ ቅዳ ሲል። ብዙ አይነት ትርጉም ነው ያለው ቅዳ ሲል አንድም ውሃን ከምንጭ ላይ መቅዳትን ያመለክታል። ሁለትም ደግሞ ቅዳ ስንል ለምሳሌ። ደም ማለት ነው ከልባችን ወደ ተለያዩ የሰውነት ክፍላችን ደምን ተሸክሞ የሚሄድ ቧንቧ አለ ወይም ደግሞ የደም ደም የሚመላለስበት ንጹህ የሆነው ደም ማለት ነው። ለምሳሌ ደም ምንድነው? የተለያዩ ሰውነት ክፍሎቻችንን አድርሶ ወደ ወደ ልባችን ሲመለስ ቆሽሾ ነው የሚመጣ ይሄ ቆሻሻ። ከልብ ጋር ይመጣና እንደገና ተመልሶ ኦክስጅን ሆኖ ተመልሶ ወዴት ይሄዳል ማለት ነው። ወደ ተለያዩ ክፍሎቻችን። የቆሸሸው ወደ ልብ ይመጣና ይጣራል እንደገና ደሞ ንጹህ የሆነው ደሞ ተመልሶ ወደ ሰውነት ክፍላችን እና ወደተለያዩ የሰውነት ክፍል ክፍሎቻችን። ደምን ተሸክሞ የሚሄደው የደም ቧንቧ ደም ቅዳ ይባላል ማለት ነው። ደም ቅዳ ቧንቧ ማለት ነው። ስለዚህ ስለዚህ በዚህ መሰረት ደምን ተሸክሞ ወደተለያዩ የሰውነት ክፍላችን የሚሄደውን የደም ቲውብ ቧንቧን የሚያጠይቅ ይሆናል በዚህ ምሳሌ ማለት ነው። ሌላው ደግሞ ቅዳ ሲል ምንድነው? ከወንዝ ውሃ መቅዳትን ለምሳሌ ቧንቧ ቧንቧ የሆይት ባንቧ ሰሞኑን በመዘጋቷ ምክንያት። ቤት የሚጠጣ ስለሌለ። ባለቤቴ ከወንዝ ሄዳ ውሃ ቀዳች። ወይም ደግሞ ልጁን ውሃ ቅዳ ብላ ላከችው ብዬ ብል እንግዲህ ውሃ እንዲቀዳ ላከችው ብዬ ብል ምንድነው? ከወንዝ ውሃ ቀድቶ ወይም ደግሞ ጠልቆ ይዞ እንዲመጣ እያዘዘችው ነው ማለት ነው። ውሃ መጥለቅን ከወንዝ ላይ ወይም ከምንጭ ላይ ማለት ነው። ውሃ እየጠለቀ የውሃ ማጠራቀምያ ውሃ ከሞላ በኋላ ያንን ውሃ ወደ ቤት ይዞ እንዲመጣ እየጠየቀችው ነው ማለት ነው። ወይም እያዘዘችው ነው ማለት ነው። ትእዛዛዊ ዓረፍተ ነገር ነው። ስለዚህ ቅዳ የሚለውን ቃል ልክ ቅድም የሰጠሁት ምሳሌ እና እዚህ ጋር አሁን የምሰጠው መብራሪያ። በምንም ተአምር በፍጹም የሚገናኝ ትርጉም አይደለም ያለው ስለዚህ ይሄ ቅዳ የሚለው ቃል አረፍተ ነገር ውስጥ ሲገባ ብቻ ጥክክለኛ ትርጉሙን እናገኘዋለን ማለት ነው። ስለዚህ ቅዳ ስንል አንድም የደም ቧንቧችን ከልብ ላይ ንፁህና ኦክስጅኔትድ የሆነውን ደም ወደ ተለያዩ የሰውነት ክፍላችን የሚወስደውን የደም ቅዳ ባንቧን የሚያመለክት ነው። ሁለቱም ደግሞ ቅዳ ስንል በሌላ ትእዛዝ ምን ማለት ነው? እውሃ ከወንዝ ወይም ደግሞ ከምንጭ ጠልቀህ ይዘህ ና እያልን ትዕዛዛ ትእዛዛዊ አረፍተ ነገር እያዘዝን ነው ማለት ነው። በሌላ መልኩ ደግሞ አሁንም እንደዚህ ቅዳ ስንል ምናልባትም ኮፒ አድርግ ማለት ነው። ኮፒ አድርግ ማለት ነው። ማለት ምን ማለት ነው? ለምሳሌ አሁን አንድ እንደው ጥሩ ሰሞኑን ለምሳሌ የሰርግ ወቅት ነው። በዚህ የሰርግ ወቅት እንግዲህ የተለያዩ ሰዎች እንግዲህ በተለያየ ጣዕመ ዜማ ድምፀ እየፈጠሩ ድምፀ ቅላጼ እየፈጠሩ ማለት ነው። ልዩ ልዩ ሙዚቃዎችን ይጫወታሉ ሰርጉ ላይ ማለት ነው በድምፃቸው በቃ ለየት ያለ ግጥሙ ደስ የሚል ዜማቸው እጅግ በጣም ደስ የሚል ባህልን የሚያጎለብት እንደዚሁም ደግሞ በቃ እጅግ በጣም ብቻ በተመስጦ የሚደመጥ ሙዚቃ ይዘፍናሉ ማለት ነው። በድምፃቸው ስለዚህ ያንን ድምጽ ሪከርድ አድርገው ኮፒ አድርገው ማለት አንድም ስልካችንን ተጠቅመን ሊሆን ይችላል ቪዲዮ ሪከርድ እናደርጋለን። ወይም ደግሞ ኮምፒውተራችንን ተጠቅመን ሊሆን ይችላል እንቀዳዋለን ቀረጸው እያልን ነው ማለት ነው። ቀረጸው ስንል ወይም ቅዳው ወይም ደግሞ ኮፒ አድርገው ድምጹን እያልን ነው ማለት ነው። ስለዚህ በፍጹም በፍጹም ቅዳ የሚለውን ቃልም ሆነ ሌሎቹንም ቃላት ማለት ነው። እንዲሁ ተቀምጠው ትርጉማቸውን በቀጥታ ይሄ ነው ትርጉማቸው ልንል አንችልም። ይህ ማለት በየትኛው አውድ ላይ በተለያየ አውድ ላይ ሲገቡ የተለያየ ትርጉም ይዘው ስለሚቀመጡ ማለት ነው። እና አሁንም ቅዳ የሚለውን ቃል እንዲሁ ስናየው አንድ ስፔሲፊክ የሆነ መልስ ስለሌለው በአረፍተ ነገር ውስጥ ብቻ ሲገባ የቃሉን ትርጓሜ አውዳዊ ፍቺ በመረዳት ትርጉሙን መስጠት ይቻላል። ማለት ነው። እንጂ ከዚያ ውጭ እንግዲህ ቅዳ የሚለውን አንድም ከወንዝ ውሃ መቅዳትን የሚያጠይቅ ይሆናል። ሁለቱም እንግዲህ ንጹህ የሆነውን እና ኦክስጅኔትድ የሆነውን ማነው አየር? ዴቭ ማለት ነው ወደ ተለያዩ የሰውነት ክፍሎቻችን ይዞ የሚሄደውን ደም ቅዳሜ የሚባለውን ቧንቧ የሚያጠይቅ ይሆናል። በሌላ መልኩም ደግሞ ቅዳ

እሺ አመሰግናለሁ አሁንም እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላም ደግሞ እንግዲህ ለቃለ መጠይቁ የትንታኔ መልስ የማቀርብ ይሆናል ማለት ነው። አሁን ወደ ቃል መጠይቁ አፍንጫ ይላል። እንግዲህ አፍንጫ ስንል ምን ማለት ነው? የአፍንጫ ዋና ዋና ተግባራት ወይም ደግሞ አገልግሎቱ ለም ምንድን ናቸው? የሚሉትንና ሌሎቹንም እንግዲህ የተለያዩ እርሰ ጉዳዮችን ከዚህ ጋር በተያያዘ ማለት ነው። በማንሳት እንግዲህ ሰዓቱ እስከ እስከሚያልቅ ድረስ የራሴን ማብራሪያ ወይም ደግሞ ትንታኔ የምትሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው አፍንጫ የሚለው ቃል እንዲሁ ስናየው ምንድነው? ከተለያዩ የሰውነት ክፍሎቻችን ማለትም ከራስ ፀጉራችን ይዞ እስከ እግር ጥፍራችን ድረስ። እጅግ በጣም የተለያዩ የሰውነት ክፍሎቻችን አሉ ከእነዚያ ውስጥ አንዱ እንግዲህ አፍንጫ ይሆናል ማለት ነው። አፍንጫ ደግሞ እንደዚሁ ዋናው ዋና ዋና ከሚባሉት አባላተ ስሜት ውስጥ አንዱ። አፍንጫ ይሆናል ማለትም ስለዚህ አባላተ ስሜት ስንል ነገሮችን የምንረዳባቸው የአካላችን አባላተ ስሜት እያለ ነው ማለት ነው። ስለዚህ አፍንጫ እንግዲህ አንዱን ስሜት ማለትም አንድ ስሜት ሊለይ የሚችል ወይም ደግሞ በግልጽ ሁኔታ ለይቶ ያለውን ስሜት መግለጽ የሚችል አንዱ የሰውነት ክፍላችን ነው ማለት ነው። ስለዚህ በምላሳችን የአንድን ነገር ጣዕምና የምንገልጽ ሲሆን ከጆሮአችን ደግሞ የአንድን ነገር ድምጽ ሰምተን የምንለይ ሲሆን እንደዚሁም ደግሞ በአፍንጫችን ደግሞ ምንድነው ማለት ነው? የነገሮቹን መዓዛ ወይም ሽታቸውን ወይም ደግሞ ክርፋታቸውን ሽታቸውን እንደአጠቃላይ ወይም ደግሞ መዓዛቸውን ማለት ነው። በአፍንጫችን አሽትተነ ምን ያክል ጥሩ መዓዛ እንዳለው ወይም ደግሞ መጥፎ መዓዛ ሽታ እንዳለው። እንግዲህ መለየት መለየት የምንችለው ወይም ደግሞ አንዱን ከሌላው ልንለየው የምንችል የትኛውን የሰውነት ክፍል ታጠቅመን ነው ማለት ነው? አፍንጫችንን ማለት ነው። ስለዚህ በአፍንጫችን አየር የቁሱን መዓዛ በማሽተት ማለት ነው። ጥሩ መዓዛ ወይም ደግሞ መጥፎ መዓዛ ነው ብለን እንግዲህ አእምሮአችን ለዚያ መልስ ይሰጥና እኛ ደግሞ የአእምሮአችንን ምላሽ በቃላት አውጥተን እንናገረዋለን ማለት ነው። ስለዚህ አፍንጫ እንግዲህ አንዱ የአባላተ ስሜት የሰውነት ክፍላችን እና በተለይ ደግሞ የነገሮቹን መዓዛ እንድንለይበት የተሰጠን ተፈጥሮአዊ የሰውነት ክፍላችን ነው ካልነ። አፍንጫ የትኛው የሰውነት ክፍላችን ላይ ይገኛል ተብሎ ቢጠየቅ? ምናልባትም እንግዲህ በአይናችን እና በአይናችን በሁለቱ አይኖቻችን መካከል ያለው እንግዲህ ለአይኖቻችን አይኖቻችንን የሚከልል ተራራማው ክፍል ነው ማለት እንችላለን ማለት ነው። ፊት ለፊታችን ላይ ያለው በአይኖቻችን መካከል ያለው የሰውነት ክፍል ነው እንግዲህ አፍንጫ ብለን የምንጠራው ማለት ነው። እና እንግዲህ ሰዎቹ ብዙ ጊዜ አፍንጫቸው እንግዲህ የተለያየ አፍንጫ ይኖራቸዋል ያ ማለት አንዳንዶቹ አፍንጫ ድፍልጥ ይሆናሉ ማለት ነው። ማለትም አፍንጫቸው ዝም ብሎ የተደፈለጠ ዝም ብሎ በጣም ወፍራም የሆነ አፍንጫ አላቸው። በተለይ ይሄ አፍሪካ የአፍሪካ አህጉር ውስጥ የሚገኙ ሰዎች አፍንጫቸው ምንድነው ከርዳዳ ወፍራም እና ዝም ብሎ የተደፈጠጠ አይነት ነገር ነው። በተለይ ደግሞ ወደ አውሮፓው አለም ስንሄድ ደግሞ አፍንጫቸው ቀጥ ብሎ የወረደና እንደዚሁም ደግሞ በቃ ወደ ላይ ቀጥ ብሎ የሚጠቁም አይነት ያለው ቅርጽ ነው። እና አፍንጫ እንግዲህ ከምንም በቃ ከተለያዩ የሰውነት ክፍሎቻችን አንዱ ቢሆንም እጅግ በጣም የገጽታችንን ውበት ለገጽታችን ውበት ድምቀት የሚሰጥ ለመልካችን የተለየ ድምቀት የሚሰጥ ልዩ የሆነ የሰውነት ወይም ደግሞ የገጽታችን አንዱ ክፍል ይሆናል ማለት ነው። ለምሳሌ እንግዲህ ብዙ ጊዜ ሰዎች የልጅ አገር ወዶችን መልክ እንግዲህ ሲገልጹ ማለት ነው እየውማ አፍንጫዋን ይባላል እየውማ አፍንጫዋን አንተ በስማም ስንደዶ ወይ ይመስላል ይላል። ስንደዶ የመሰለ አፍንጫ ነው ያላት ይላል ያ ማለት ምንድነው? እንደ ስንደዶ ቀጥሎ የቆመ አፍንጫ ነው ያላት ለማለት የተጠቀመበት ቃል ነው ማለት ነው። ስለዚህ አፍንጫ ልክ በዚህ ልክ በጣም ጠቃሚ የሆነና ለስነ ውበታችን ደግሞ ያው ትልቁን ውበት የሚሰጥ የሰውነት ክፍላችን ነው ማለት ነው። እንደዚሁ ከከንፈራችን ከጥርሶቻችን እንደዚሁም ከዓይናችን በተጨማሪ አፍንጫ ትልቁን አስተዋጽኦ የሚያደርግ ለስነ ውበታችን ማለትም ለመልካችን ማማር ወይም ደግሞ ለመልካችን የሚሰጠው ውበት እጅግ በጣም የተለየ ትልቅ አስተዋጽኦ ያደርጋል ማለት ነው። ለማንኛውም እንግዲህ ሀሳቤን በዚህ ልክ እቋጫለሁኝ ዳግም በተለያዩ እርስ ጉዳዮች ተመልሼ እመጣለሁ እስከዚያው ሰላም ቸር ይግጠመን።

እአመሰግናለሁ። እንግዲህ እንደተለመደው አሁንም ቢሆን ቃለመጠይቁን በድምጽ አሰምቼ ካነበብኩ ኃላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ ማለት ነው። አሁን ወደ ቃለ መጠይቁ የት ይላ? የት ስንል ምን እያልን ነው ማለት ነው። የአንድን ነገር መገኛ ቦታውን ወይም ደግሞ የአንድ ነገር የሚገኝበትን አቅጣጫ እየጠየቅን ነው። ማለት ነው ስለዚህ የነገሮቹን መገኛ ቦታቸውን ወይም ደግሞ ነገሮቹ የሚገኙበትን አቅጣጫ የሚጠቁም ወይም ደግሞ ለነዚህ አቅጣጫ ወይም ለዚያ ቦታ መልስ የሚያሰጥ ቃለመጠይቅ። ማለት ነው የት ስንል ለምሳሌ አሁን ትናንትና የት ነበርክ? ብዬ ብል እንግዲህ ትናንትና ይሄ ሰው ማለት ነው። ጊዜውን የት ተቀምጦ ወይም ደግሞ የት ምን ስራ ሲሰራ እንደዋለ መልስ የሚያሰጥ አይነት ጥያቄ ወይም ደግሞ ስለዋለበት ቦታ ስለነበረበት አካባቢ ጥልቅ የሆነ መልስ እንዲሰጠኝ እየጠየኩት ነው። ማለት ነው ስለዚህ የት ስን? አንድ ነገር የሚገኝበትን ቦታ ወይም ደግሞ አንድ ነገር ያለበትን አቅጣጫውን እንዲጠቁም ወይም ደግሞ መልስ እንዲሰጥ እየጠየቅነው ነው። ማለት ነው ለምሳሌ ማስተርስ ዲግሪህን የት ነው? የወሰድክ ተብሎ ሊጠየቅ ይችላል። ወይም ደግሞ ማስተርስ ዲግሪህን የት ነው የወሰድክ? ወይም ደግሞ የት ነው የተከታተልክ? ተውሎ ሊጠየቅ ይችላል። ወይም ደግሞ የሃይስኩል ትምህርትህን የት ነው? የተማርክ ተብሎ ሊጠየቅ ይችላል። ወይም ደግሞ የዶክትሬት ዲግሪህን የት ነው? ያጠናህ ተብሎ ሊጠየቅ ይችላል። አሁን የት? ሲባል እንግዲህ ምንድነው ቦታውን ነው። ማለት ነው እንግዲህ ቦታውን በጣም ግልጽ በሆነ መልኩ ስፔሲፊካሊ ዩኒቨርሲቲውን ሊጠቅስ ይችላል። ወይም ደግሞ ምናልባት ስኬሉን ከፍ ሲያደርገው ደግሞ ማለት ደረጃው ሲያድግ ደግሞ ምናልባትም ሀገሩን ሊጠቅስ ይችላል። ለምሳሌ አፍሪካ ውስጥ ሊል ይችላል። ወይም ደግሞ አውሮፓ ሀገሮች ውስጥ ከአውሮፓ ሀገሮች አንዱ ውስጥ ሊል ይችላል። ወይም ደግሞ አሜሪካ ሊል ይችላል። ማለት ነው ያ ማለት እንግዲህ የት እንደወሰደው ቦታውን ሲገልጽ አሜሪካ ነው። ማለት ነው በጣም ጥልቅ የሆነ ቃለ መጠይቅ ከሆነ ደግሞ አሜሪካ የት ዩኒቨርሲቲ? ተብሎ አሁንም እንደገና ጥያቄ ይነሳና ከዚያም ወር ስፔሲፊካሊ የት ቦታ ላይ እንደወሰደው ያው በግልጽ እንግዲህ መልስ መስጠት ይችላል። ማለት ነው እና የት? ሲል ምንድነው የነገሮቹን መገኛ ቦታ ወይም ደግሞ የነገሮቹን መገኛ አቅጣጫ የሚያጠይቅ ቃለ መጠይቅ ይሆናል። ማለት ነው ስለዚህ የት የት? የት አደረከው? የት? ነበር ትናንትና የት? ምን እየሰራ ነበር? የትና ምን እየሰራህ ነበር? ተውሎ ሊጠየቅ ይችላል። የት ነበርክ? በመጀመሪያ የት ነበርክ? ነው እዚያስ ምን እየሰራህ ነበር? ለማለት ነው የትና ምን እየሰራህ ነበር? ሲባል ማለት ነው ስለዚህ ሁለቱንም ጥያቄዎች አካቶ ይይዛል። ማለት ነው በሌላ መልኩ ደግሞ ምናልባት የት ሲባል? ይሄንን ይሄንን ነገር ስታደርግ አላየሁህም ተብሎ አሁን ለምሳሌ ሊጠየቅ ይችላል። የዛኒ ልጁ አልታየሁም መስሎት ሊሆን ይችላል። እንግዲህ ያንን ስራ የሰራውና እረ የት? ይላል ማለት ነው ማለት ይሄን ስራ ስሰራ የት አይተኸኝ? መቼ አይተኸኝ? አይተኸኝ ከሆነስ ያየህበትን ቦታውንና ጊዜውን ንገረኝ። እያለ መልሶ እሱ ራሱ እየጠየቀው ነው። ማለት ነው እና በየትኛውም እንግዲህ አገላለጽ ይጠየቅ። የት? የሚለው ቃል ብዙ ጊዜ እንግዲህ የነገሮችን የክስተቶቹን ወይም ደግሞ የሁነቶቹን መገኛ ወይም ደግሞ የመገኛ ቦታ ወይም ደግሞ አቅጣጫ የሚያጠይቅ ቃለመጠይቅ ይሆናል። ማለት ነው ለምሳሌ ኡ ትላንትና የመሬት መንቀጥቀጥ ከባድ የመሬት መንቀጥቀጥ ተፈጽሞ እንደነበረ በዜና ሲነገር ሰምሁ ብዬ ብናገር እንዴ! የት? ይለኛል ሰው ማለት ነው። ያ ማለት ይሄ የመሬት መንቀጥቀጡ የት አካባቢ ነው? የት ቦታ ነው የተከሰተው? የሚለውን ለማጥየቅ ነው እንግዲህ ይሄ ሌላ ለዚህ ዜና አዲስ የሆነ ሰው እንግዲህ በጥልቀት ይሄ የመሬት መንቀልቀቱ የት እንደደረሰ? የማን ቦታ? የት አካባቢ? ላይ እንደተፈጠረና እንደዚሁም ደግሞ ምን ያክል ጉዳት እንዳደረሰ ጥልቅ የሆነ ሀሳብ ለማግኘት የት? ምን? የት? እንዴት? ምናምን ብሎ ሊጠይቅ ይችላል ማለት ነው። ምን ጥልቅ የሆነ መረጃ አለ? ምናምን ብሎ እንግዲህ ዙሮ እንደ ሰው ፍላጎት ነው የሚሆነው እንጂ ስለዚህ በዚህ ልክ ጠይቆ ሊረዳ ይችላል። ማለት ነው በሌላ መልኩም ለምሳሌ በትምህርት ደረጃ ብዬዋለሁኝ አሁን አንድ መናሀሪያ እንግዲህ የሆነ ጉዞ የሊድ መናሃሪያ መኪና ሊሳፈር እንግዲህ ወደ ሩቅ ቦታ ሊሄድ የሚፈልግ ሰው ገና ከይኑበ ማን ነው ቀን መናሃሪው በር ላይ ሲገባ ጀምሮ ማለት ነው እንደዚህ እንትኖቿን ላይ የሾፌር ነዳቶች የት ነው? የምትሄድ የት ነው? የምትሄድ የት ነው? የምትሄድ እያሉ ያዋክቡታል ያ ማለት የት? ሲሉት በእኛ ትራንስፖርት እንውሰድ ይሄን በትራንስፖርታቸው ለመውሰድ የት ነው?

እሺ አመሰግናለሁ አሁንም እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምትሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ አደጋ ይላል እንግዲህ አደጋ ስንል ምን ማለታችን ነው? አደጋስ መንሴው ምን ምን ነገሮች ናቸው? እንደዚሁም ደግሞ የአደጋ ውጤቱ ምንድነው? የሚሉትን እንግዲህ በተሰጠኝ ደቂቃ ውስጥ ዋና ዋና ነጥቦችን ለማንሳት ወይም ደግሞ ለማብራራት እሞክራለሁ። ወደ ማብራሪያው ስለዚህ አደጋ ማለት እንግዲህ በአንድ በተወሰነ ጊዜ ውስጥ በተወሰነ አካባቢ ላይ በተወሰነ ጊዜ ውስጥ የሚፈጠር ማለት የሚፈጠር ተፈጥሮአዊም ይሁን ሰው ሰራሽ ምንድነው ማለት ነው። ችግር ማለት ነው ይሄ ችግር ደግሞ ምናልባትም እንግዲህ የሰውን ህይወት ቀጥፎ ሊሆን ይችላል። ወይም ደግሞ የሰውን ሀብት ንብረት አጥፍቶ አውድሞ ሊሆን ይችላል። ወይም ደግሞ እንግዲህ ብቻ እንደ እንደ አስፈላጊነቱ ብቻ የሆነ ችግር ፈጥሯል ማለት ነው። ስለዚህ ችግር ፈጣሪ ክስተት ነው ማለት ነው። ስለዚህ ይሄ ክስተት ደግሞም አንድም ተፈጥሮአዊ ሊሆን ይችላል ማለትም እንደ መሬት መንቀጥቀጥ እንደ ቮልካኒክ አክቲቪቲ ማለት የእሳተ ጎመራ ፍንዳታ ወይም ደግሞ እንግዲህ እንደ መሬት መንሸራተት ሊሆን ይችላል። ወይም ደግሞ ናዳ ማለት ነው። ወይም ደግሞ እንግዲህ የጎርፍ ማዕበል ሊሆን ይችላል ማለት ነው። የጎርፍ ማዕበል መጥለቅለቅም ሊሆን ይችላል ማለት ነው። ዙሮ ይሄ ሁሉ ምንድነው? እንደ አጠቃላይ ያዳጋ ነው። ወይም ደግሞ እሳት ተነስቶ የእሳት አዳጋም ሊሆን ይችላል። ወይም ደግሞ የኤሌክትሪክ መስመር ኮንታክት ፈጥሮ እንግዲህ የኤሌክትሪክ እሳት መያዝም ሊሆን ይችላል። ወይም ደግሞ ምንድነው አውሎ ነፋስ አውሎ ነፋስ አዳጋም ሊሆን ይችላል። ቤቶቹን በቃ ግንጥልጥል ወይም ደግሞ ግንጥልጥል አድርጎ ሊወረውራቸውና ሊያወድማቸው ይችላል። ወይም በሌላ አገላለጽ ደግሞ ምናልባትም ይህ ያዳጋ እንግዲህ ተፈጥሮአዊ አሁን ተፈጥሮአዊ ነገሮችን ስገልጽ ማለት ነው። ምናልባትም የሰማይ ነጎድጓድ ሊሆን ይችላል እንደ ምንድነው እንደ በረዶ አይነት ነገር። ስለዚህ አዳጋ ስንል ብዙ ጊዜ እንግዲህ ምንድነው አዳጋ ማለት ያልተጠበቀ ድንገተኛና አብዛኛውን ጊዜ ጉዳት ወይም ደግሞ ጥፋት ወይም ደግሞ ስጋት የሚያስከትል ክስተት ነው። ይህ ክስተት ደግሞ ማለት ነው። በሰው አካል ወይም ደግሞ በንብረት ወይም ደግሞ በአካባቢ ላይ አካላዊ ስነልቦናዊ ወይም ደግሞ የኢኮኖሚ ጥፋት ሊያመጣ ይችላል ማለት ነው። ይህም ስንል በቃ መሰረተ ልማቶችን አውድሞ ሊሄድ ይችላል። ቤቶችን በቃ እንዳለ ፍርስርስ ሊያደርግ ይችላል። ወይም ደግሞ የተለያዩ እንግዲህ ህክምና ቦታ መስጫ አገልግሎት የህክምና አገልግሎት መስጫ ቦታዎች ሆስፒታሎች ሊሆኑ ይችላሉ። ብቻ እንግዲህ የተፈጠረው ክስተት ምንድነው አንድም ተፈጥሮአዊ ሊሆን ይችላል በሌላ መልኩ ምናልባትም ሰው ሰራሽ ነገር ሊሆን ይችላል ማለት ነው። ሰው ሰራሽ ክስተት ሊሆን ይችላል ማለት ነው። ዝሮ ዝሮ ግን ተፈጥሮአዊም ይሁንን ሰው ሰራሽ መንስኤው የችግሩ መንስኤ ሰው ሰራሽም ይሁን ተበጥሮአዊም ይሁን እንደ አጠቃላይ ግን ምንድነው የዚህ የአዳጋ ውጤቱ? የሀብት የንብረት መውደም መቃጠል መፈጀት ወይም ደግሞ መበላሸት ወይም ደግሞ አገልግሎት ማጣት ይሆናል ማለት ነው። ስለዚህ አደጋ ብዙ ጊዜ ባልታሰበ ሁኔታና ባልተጠበቀ ጊዜ ነው የሚመጣው። እና እንደው በዚህ አጋጣሚ እንግዲህ ሰዎቹ ወጣችሁ ከመቅረት እንደው በአዳጋ ባላሰባችሁት አዳጋ ከመጎዳት እንደው በዚህ እንደው ፈጣሪ ይጠብቀን እላለሁኝ ያው በቃ ማለት አደጋ እንደው ብዙ ጊዜ መጥፎ ነው ማለትም ታስቦበት ሆን ተብሎ የሚደረግ አይደለም ባልታሰበ ሁኔታና ባልታሰበ ጊዜ ነው የሚፈጠረው። እንደዚህም በመሆኑ ደግሞ እጅግ በጣም ሲበዛ አሰቃቂ ነው። እንግዲህ ክስተቱ ምናልባት እንግዲህ ይሄ አዳጋ ምናልባትም ብቻ በተለያየ ሁኔታ ነው ሊመጣ የሚችለው። ለምሳሌ አሁን ምንድነው ለምሳሌ ስልሳ ሰባ ሰው ይዞ የሚሽከረከር አንድ መኪና ሊኖር ይችላል። ስለዚህ ሲሽከረከር ምናልባትም እንግዲህ ፍሬን ሊበጥስ ይችላል። መኪናው ወይም ደግሞ እንግዲህ መንገዱ አስቸጋሪ ከሆነ ያንን መንገድ እንግዲህ ለማለፍ ተቸግሮ መኪናው ሊገለበጥ ይችላል። በዚህ ጊዜ እንግዲህ ሰዎች ላይ እንግዲህ እዚያ ትራንስፖርት እዚያ የትራንስፖርት አገልግሎት ተጠቃሚ የሆኑ የሆኑ ሰዎች እንግዲህ እስከ ህይወት መስዋዕትነት አደጋ ሊደርስ ይችላል ማለት ነው። እና እንግዲህ ባላሰቡት ሁኔታ እና ባላሰቡት ጊዜ ባላሰቡት ቦታ ላይ እንግዲህ እንደዚህ ህይወትን እስከማጣት ደረጃ ይደርሳል። በተለይ ይሄ የመኪና አዳጋ እንደው በተለይ በታዳጊ ሀገሮች ብዙ ጊዜ በተደጋጋሚ ሲከሰት እንደው እናያለን። እና በዚህ አጋጣሚ ሹፌሮች ማለት ነው። የሰው ህይወት ነው ይዛችሁ የምትንቀሳቀሱና በተለይ እንቅስቃሴ ስታደርጉ አስተውላችሁ እንደው ልቦና በተሞላበት ሆኖ በጥንቃቄ መኪኖቻችሁን በቃ ትክክ ሁሉም ማሽኖች ወይም ደግሞ ሞተሮቹ የተስተካከሉ እና ትክክለኛ መኪና እንደሆኑ አረጋግጣችሁ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ቃለ መጠየቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ። እግር ይላል እግር እግር እንግዲህ እግር ስንል። ሁሉም ነገሮች እግር አላቸው ማለት እግር አላቸው ስንል። እጽዋቱ የምንበለው ወይ ደግሞ የእንስሳቱ እንደ አጠቃላይ ምናልባት የእግራቸው ቁጥር እንደየእንስሳቱ አይነት ሊለያይ ይችላል። ለምሳሌ የሰው ሁለት እግር አለው። በሬ አራት እግር አለው። መኪናም እንግዲህ እንደአስፈላጊነቱ ሶስት እግር ያላቸው ባጃጅ አሉ። አራት እንግዲህ እግር ያላቸው ብዙ ጊዜ መኪናዎች አራት እግር ነው ያላቸው። እንደ እንደ መጠናቸው ወይም ደግሞ እንደ ጥልቀታቸው መኪናዎች ደግሞ ምናልባትም ስድስት እግርም ሊኖራቸው ይችላል ማለት ነው። እና እግር ስንል ምንድነው? አንድ ነገር አንድ ነገር የሚንቀሳቀስበት የሰውነቱ ክፍል ማለት ነው። ስለዚህ ለምሳሌ እኛ ሰዎች ማለት ነው። ከቦታ ወደ ቦታ የምንንቀሳቀሰው በእግራችን እየተራመድን ነው ስለዚህ እግራችንን ለምን ያገለግለናል ማለት ነው። ለእንቅስቃሴ ከቦታ ቦታ እንድንራመድ እንድንቀሳቀስ የሚያገለግለን አንዱ የሰውነት ክፍላችን ነገር ይሆናል ማለት ነው። ለምሳሌ በሌላ አገላለጽም ለምሳሌ መኪና ማለት ነው። አራት እንግዲህ በአገር የተሞሉ በአገር ተነፍተው የተሞሉ አራት የጎማ እግሮች አሉት። ስለዚህ ይሄ መኪና ማለት ነው ከቦታ ቦታ የሚንቀሳቀሰው በዚህ በጎማዎቹ በአራቱ የጎማ እግሮቹ እየተሽከረከረ ይሆናል ማለት ነው። ስለዚህ እንደ እግር ያገለግሉታል እነዚህ ጎማዎች በአየር የተነፉና በአየር የተሞሉ የጎማ አራቱ እግሮቹ በመንገዱ ላይ እየተሽከረከሩ ከቦታ ወደ ቦታ እንዲንቀሳቀስ ያስችሉታል ማለት ነው። ለምሳሌ ሌሎችንም እንግዲህ የቤትም ይሁን የዱር እንስሳ ስናይ። ምናልባትም እንደየ እንስሳ አይነቱ ሁለት እግር ያለው አለ እንደዚሁም አራት እግር ያለው አለ ማለት ነው። ለምሳሌ አሁን በሬን ብናይ በሬ አሁን በአራት እግሩ ነው የሚሄድ ላምም እንደዚሁ ፍየልም እንደዚሁ በግም እንደዚሁ። ስለዚሁ ሁሉም ይሁን እንደዚህ እግር ያላቸው ምናልባት እግር የሌለው ምን ብቻ ነው ማለት ነው። እባብ ብቻ ነው እባብ እግር የለውም። ምክንያቱም ከቦታ ወደ ቦታ የሚንቀሳቀሰው በሆዱ እየተሳበ ይሆናል ማለት ነው። እና እግር በዋናነት እንግዲህ ለሰውና ለተለያዩ እንስሳት በዋናነት የሚሰጠው አገልግሎት ምንድነው ማለት ነው? ከቦታ ወደ ቦታ ለመንቀሳቀስ በእግሮቹ እየተራመደ ስለሆነ ለመራመድ እና ለመንቀሳቀስ። ወይም ደግሞ ጉዞ ለማድረግ የሚጠቀሙ የሰውነት ክፍሉ ምኑ? ይሆናል ማለት ነው እግሩ ይሆናል ማለት ነው። ምናልባትም እንግዲህ እነዚህ እግሮች ከእንስሳ ወደ እንስሳ ከእንስሳ እንስሳ የሚለያይ ቢሆንም። ለምሳሌ ዶሮ እንደ ሰው ሁለት እግር ነው ያላት ምናልባት ዶሮ ደግሞ ከዚህ በተጨማሪ ክንፍ አላት። ስለዚህ ዶሮ እንደአስፈላጊነቷ ትበራለች እንደአስፈላጊነቷ ደግሞ በእግሯ ትደራመዳለች ማለት ነው። እና እግር በሚለው ላይ አሁንም ሌላ ተጨማሪ። ሀሳብ ባቀርብ ለምሳሌ የወንበሩ እግር ልል እችላለሁ የወንበር እግር። ስለዚህ ብዙ ጊዜ የጠረጴዛው እግር የወንበሩ እግር ልል እችላለሁ ወንበር አሁን ለምሳሌ እንደዚህ ተሽከርካሪ ወንበሮችን ስናይ አንድ እግር ብቻ ነው ያላቸው ማለት ነው። ወይም ደግሞ አግዳሚ ወንበሮችን ስናይ ደግሞ አራት እና ከዚያ በላይ እግር ይኖራቸዋል ማለት ነው። ብቻ ጠረጴዛም ብናይ እንዲሁ ምንድነው? ሁለት እግር ሊኖረው ይችላል ብቻ ሁለት እና ከዚያ በላይ እግር ይኖረዋል ማለት ነው። እና እግር ስንል የአንድ ነገር ቀጥ ብሎ ተስተካክሎ እንዲቆም የሚያገለግለው አንዱ የሰውነት ክፍል እንደዚሁም ደግሞ ለመራመድ። ህይወት ላላቸው ነገሮች ለእንቅስቃሴ የሚመቻቸው ህይወት ለሌላቸው ደግሞ እግር ስንል ምንድነው? ቀጥ ብለው እንዲቀመጡ ቀጥ ብለው እንዲቆሙ የሚያገለግል ለዚህ አገልግሎት የዋለና። ቀጥ ብለው እንዲቆሙ ሊያደርግ የሚችለው የ የቀው ክፍል ምን ይባላል ማለት ነው? እግር ይባላል ማለት ነው። ለምሳሌ ጠረጴዛው ቀጥ ብሎ የሚቆመው ወይም የማይንቀሳቀሰው በእግሩ ስለቆመ ነው ቀጥ ብሎ በእግሮቹ ተደግፎ መሬትን ስለያዘ ማለት ነው። ወንበሩም እንደዚሁ የማይወድቀው ወይም ደግሞ ህደን ስንቀመጥበት ወደማይ ተገልብጦ የማይወድቅብን። በእግሩ ከመሬቱ ጋራ ፀንቶ ማለት በጣም ተጣብቆ ስለተቀመጠ ወይም ስለቆመ ነው ማለት ነው። ስለዚህ ህይወት ላለው ነገር እግር ለመንቀሳቀስ እና ቀጥ ብሎ ሰዎች እንዲቆሙ የሚያስችል የሰውነት ክፍል ይሆናል። እንደዚሁ ህይወት ለሌላቸው ልክ አሁን በገለጹት መልክ ለጠረጴዛ ለወንበር እና ለሌሎችም እንግዲህ የቤት ውስጥ ቁሳቁሳት። ይሄ እግራቸው ምን ለምን ያገለግላቸዋል ማለት ነው? እቃዎቹ ቀጥ ብለው በተቀመጡበት ባስቀመጥንበት ቦታ ላይ ቀጥ ብለው እንዲቀመጡ ወይም ደግሞ ቀጥ ብለው እንዲቆዩ የሚያደርግ ወይም ደግሞ እንዳይሰበሩ ቀጥ ብለው እንዲቆሙ የሚያደርግ የአንዱ የሆነ የሰውነት ክፍላቸው ይሆናል ማለት ነው።

እሺ አመሰግናለሁ አሁንም እንደተለመደው በቅድምያ ቃለ መጠየቁን በድምጽ እያሰማሁ አነባለሁ ከዚያ በኋላ ደግሞ ለተጠየቁት ቃለ መጠየቅ የመልስ ጥንታኔ ወይም ማምራሪያ እሰጣለሁ ማለት ነው። አሁን ወደ ቃለ መጠይቁ? ማን ይላል ማን ማን ይላል ማን? ይሄ ማለት ግን ምን ማለት ነው ዋት የሚለውን የእንግሊዝኛ ትርጉም ይዞ የሚመጣ ይሆናል ማለት ነው ዞሮ ዞሮ ማን ስንል ምን ማለታችን ነው። በአማርኛ ቋንቋ ማለት ነው ስለ አንድ ሰው ማንነት ወይም ደግሞ ስለ አንድ ሰው ስሙ ማን እንደሚባል እንግዲህ ተለይቶ የማይታወቅን ሰው ማለት ነው ወይም ይሄንን ግለሰብ። ለመጠየቅ ወይም ደግሞ ስሙ ማን እንደሚባል ለመጠየቅ የሚያገለግል መጠይቅ ወይም ደግሞ ቃለ መጠይቅ ይሆናል ማለት ነው። ስለዚህ የሰውን ስም ወይም ደግሞ ማንነቱን ለመለየት። በቀላሉ ማንነቱን አውቀነ ደግሞ እንግዲህ ስለእሱ ምንነት ማንነት ከየት እንደመጣ። ወዴት እንደሚሄድ በቃ ስለእሱ ጥልቅ የሆነ ሀሳብ ወይም ደግሞ ስለ እሱ ስለማንነቱ። መረጃ ለማግኘት ስንል ማነው እንላለን ማለት ነው ማን ብለን እንጠይቃለን ማለት ነው። ለምሳሌ አሁን የሆነ ሰው በዚህ እኔ የማላውቀው ሰው። የማላውቀው ፀጉረ ልውጥ ለወንዙ ባዕዳ ሀገሩ እንግዳ የሆነ ሰው ለምሳሌ ሲያልፍ ሳይ። ማነው ይሄ ሰውዬ እላለሁኝ ያ ማለት ለኔ አዲስ ነገር ነው አላውቀውም ማለት ነው። ስለዚህ ሰውየው እንግዲህ በዚህ ጥያቄ መሰረት ሰውየው ስሙ ማን እንደሚባል ከየት እንደመጣ ምን እንደሆነ። እንግዲህ የተለያዩ መረጃዎችን ለማግኘት ወይም ደግሞ ግልጽ ለማድረግ የሚጠይቅ የሚጠይቅ ቃለ መጠይቅ ነው ማለት ነው። ወይም ደግሞ በሌላ አገላለጽ ምንድነው? የሆነ እንግዲህ የሆነ ድርጅት ሊፈጸም ይችላል። ያን ድርጅት የፈጸመው አካል ላይታወቅ ይችላል። በእውነት ይሄን ድርጊት ማን ፈጸመው ተብሎ ሊጠየቅ ይችላል። ማለት ያን ድርጊት ያከናወነው ወይም የተገበረው ምን አይነት ሰው ነው ማን እሚባል ሰው ነው ተብሎ የሰውየውን ማንነት እንድናውቅ የሚያግዘን ቃለ መጠየቅ ይሆናል ማለት ነው። አሁን ለምሳሌ ወይም ደግሞ እንግዲህ ይሄ ብዙ ጊዜ መንግስት ተቋማት ላይ ምን ይባላል መሰላችሁ? ስልጣን በተርታ ስጋ ስጋ በገበታ ይባላል ስጋ በገበታ ስልጣን በተርታ ያ ማለት ምንድነው? ስልጣንም በየተራ ሲሆን ያምራል ስጋ ደግሞ በገበታ ሁኖ ሲቀርብ ጥሩ ነው ለማለት ነው። እና ምንድነው? ወደ አውዱ ስንመጣ ማለት ነው። እንግዲህ ብዙ ጊዜ መንግስት ተቋማት ላይ በየጊዜው የስራ ሽግሽግ ይደረጋል ያ ማለት። አንድ ሰው አንድ ስልጣን ላይ ተቀምጦ ቢበዛ ሊቀመጥ የሚችለው የራሱን የቻለ ገደብ አለው። ምናልባት ለአምስት አመት ብቻ ሊሆን ይችላል ወይም ደግሞ ለሶስት አመት ብቻ ሊሆን ይችላል ወይም ለሁለት አመት ብቻ ሊሆን ይችላል ምናልባትም ግን እንደየ ተቋሙ ህግና መመሪያ ያው የሚለያይ ቢሆንም ነገር ግን የእያንዳንዱ ባለስልጣን እዚያ በአንድ ስልጣን ላይ ሊቆይ የሚችለው ራሱን የቻለ ጊዜ ገደብ አለው። ስለዚህ ጊዜ ገደቡ ሲደርስ ማለት ነው በዚያ ይሄ ሰው ባለበት የስራ መደብ ላይ ሌሎቹ ደግሞ ይወዳደሩና ያልፋሉ ከዚያ በኋላ ያንን ሀላፊነት ይሸከሙና። እንግዲህ ያንን ሀላፊነት ተቀብለው በትክክል የተቀበሉትን ሀላፊነት በስራ ላይ በማዋል ያው ለግቢው ወይም ደግሞ ለተቋሙ ጎል ወይም ደግሞ ግብ መምታት። ትልቅ እንግዲህ የራሳቸውን ትልቅ የሆነ አስተዋጽኦ ያደርጋሉ ማለት ነው። እና ምንድነው? እንግዲህ ለምሳሌ አሁን የዩኒቨርሲቲያችን ለምሳሌ ፕሬዝዳንት ፕሬዝዳንት የፕሬዝዳንት ስልጣን ደረጃ ማነው የስልጣን ጊዜ ገደብ። አራት አመት ቢሆንና እንግዲህ አንድ ፕሬዝዳንት ለአራት አመት ካገለገለ ቡሃላ ከአራት አመት ቡሃላ ምንድነው ሌላ ፕሬዝዳንት ሊሾም ይመረጣል ማለት ነው። ሊሾም ወይም ደግሞ ያ የቀደሙ ይወርድና ወደ ሌላ የስራ ሀላፊነት ይሸጋገራል ይሄ ደግሞ አዲስ ደግሞ ሌላ ፕሬዝዳንት ሊመረጥ ነው ማለት ነው። ስለዚህ እዚያ ላይ ሲመረጥ ምንድነው? ዝም ብሎ በቀጥታ አይደለም። የሚመረጥ እንግዲህ ራሱ እሱ እንዲመረት የራሱን እንግዲህ ወደፊት እተገብራቸዋለሁ አደርገዋለሁ ወይም ደግሞ እኔ ስልጣኑን ባገኝ ወይም ደግሞ ስልጣኑን ብረከብ እንዲህ እንዲህ አይነት ፍላጎቶችን አሟላለሁኝ እንዲህ እንዲህ አይነት ስራ እሰራለሁ እያለ እንግዲህ ያድርገውም አያድርገውም ያኛው። ኋላ ስራው ቦታ ላይ ተገባ በኋላ የሚታይ ይሆናል። እና በመጀመሪያ ግን ምንድነው ያለ የሌለ አቅሙን ይጀነጅናል ማለት ነው። ሰው እንዲመርጠው ከዚያ ቡሃላ ያንን ሀሳቡን ሁሉም የየራሳቸውን ራዕይና አላማ እንግዲህ በጽሁፍ መልክ በማብራራት እዚያ ፕረዘንት ያደርጉልናል ወይም ደግሞ ገለጻ ያደርጉልናል ከዚያ በኋላ እንግዲህ በድብቅ ማለት ነው። ማን ያንን ይሄንን ዩኒቨርሲቲ መምራት እንዳለበት ራሳችን እያንዳንዳችን በነፃ በሚስጥር እንመርጣለን ማለት ነው። ከዚያ በኋላ እንግዲህ ውጤት እስከሚታወቅ ድረስ ህዝቡ ይጨነቃል ከዚያ። ተመረጠ እኮ ሲባል ማን ማን

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም በመጀመሪያ ቃለ መጠይቁን በድምጽ አሰምቼ ካነበበው በኋላ ለቃለ መጠይቁ የመልስ ትንዳኔ ወይም ማብራሪያ እሰጣለሁ ማለት ነው። አሁን በቅድሚያ ወደ ቃል መጠየቁ በር ይላል እንግዲህ በር ስንል ምን ማለት ነው? የበር ዋና አገልግሎት ውስጥ ምንድነው? የሚሉና ሌሎችንም ጥያቄዎችን እያነሳሁኝ በዚች አጭር ደቂቃ ውስጥ የመልስ ማብራሪያ ወይም ትንታኔ የምሰጥ ይሆናል ማለት ነው። ወደ ትንታኔው እንግዲህ በር ስንል ብዙ ጊዜ ምንድነው? በአእምሮአችን የሚመጣ የአንድ ድርጅት ወይም የአንድ ተቋም ወይም ደግሞ የአንድ ቤት በር ክፍት ቦታ አለው ማለት ነው። ያ ክፍት ቦታ ከእጥር ይታጠርና ወይም ደግሞ የቤቱም ሊሆን ይችላል ወይም ደግሞ የእጥር ግቢው ሊሆን ይችላል። ሁለት በሮችን ይኖሩታል አንደኛው እጥር ግቢው ጠቅላላ አጥር ግቢው ከታጠረ አንድ በር ይኖረዋል። እንደዚሁም ደግሞ ቤቱ ደግሞ በራሱ ራሱን የቻለ በር ይኖረዋል ማለት ነው። እና በር ስንል ምንድነው? እቤቱ ላይ ሲሆን ለቤቱ ወደ ቤት የምንወጣዎችን ስንወጣና ስንገባ። ምንድነው ወደ ቤት ለመግባትም እንደገና ከቤት ደግሞ ወደ ውጭ ለመውጣትም። የሚያገለግለን ክፍት የሆነው ማለት ስንፈልግ የምንከፍተው ስንፈልግ ደግሞ የምንዘጋው አንዱ የቤት መዋቅር ወይም ደግሞ ስትራክቸር ነው ማለት ነው። ስለዚህ በር ስንል ምንድነው? በዋናነት ማለት ነው። ከብረት ሊሆን ይችላል ወይም ደግሞ ከጣጉላ ከጣውላ ሊሆን ይችላል። ይሰራና ይሄ ቀዳዳ ሆኖ የተ ዲዛይን የወጣለት የቤቱ ክፍል ማለትም እኛም ራሳችን ሰዎችም የምንገባበት የምንወጣበት ሀብት ንብረታችንም ቢሆን። ወደ ውጭ ስናወጣ ወይም ደግሞ ከውጭ ወደ ውስጥ የምናስገባበት ያው ቀዳዳ የሆነ ክፍል ወይም ደግሞ ክፍት የሆነ የቤቱ ክፍል ያስፈልገናል። ይሄ ክፍት የሆነው የቤቱ ክፍል ግን በበር ማለትም እንግዲህ እንደአስፈላጊነቱ እንድንከፍተው እንድንዘገው ሆኖ በበር ይገጠማል ማለት ነው። ስለዚህ ይሄ ቤቱ ላይ ያለ ዲዛይን ነው። ከዚያ በተጨማሪ ደግሞ አጥር ግቢውን እንግዲህ ምናልባት በግንባታም ልናጥረው እንችላለን ወይም ደግሞ በቁርቁሮም ሊታጠር ይችላል። ዞሮ ዞሮ ግን ይሄ የታጠረ አጥር ግቢ ማለት ነው። አንድ መግቢያና መውጫ በር ያስፈልገዋል ማለት ነው። ስለዚህ እዚያ በር ላይም አሁንም እንደዚሁ በትክክል ግጥም ብሎ የሚገጥም በር እናዘጋጅና። ስንፈልግ የምንዘገው እንደዚሁም ደግሞ ስንፈልግም የምንከፍተው አይነት በር ሆኖ ይዘጋጅና በዚህ ልክ እንግዲህ ነገ ሰዎች እና ቤት ውስጥ ያለ ሀብት ንብረት በቀላሉ ወደ ቤትም እንድንገባ ከቤቱም ወደ ውጭ እንድንወጣ የምንገለግልበት ክፍት የሆነው። ወይም ደግሞ ቀዳዳ ሆኖ የተዘጋጀው የቤቱ ዲዛይን ምን ይባላል ማለት ነው። በር ይባላል ማለት ነው። ስለዚህ በር ስንል በዚህ ልክ መረዳት አለብን። በሌላ አገላለጽ ደግሞ እንግዲህ የባህር በር እየተባለ የሚነገር አባባል አለ ወይም ደግሞ እንግዲህ አገላለጽ ነው። የባህር በር ማለት የአንድ ሀገር የባህር በር አላት ወይም ደግሞ አንድ ሀገር የባህር በር የላትም ስንል ምን ማለታችን ነው? ስንል ያው አብሮ ስለሚያዝን ሀሳቡን እዚህ ጋር የማነሳው። ብዙ ጊዜ እንግዲህ እዚህ ሀገር ውስጥ የተመረተውን ምርት ወደ ውጭ ለመላክ እንደገናም ውጭ ደግሞ የተመረቱ አዳዲስና እዚህ የማይታወቁ ወይም ደግሞ በጣም ተፈላጊ የሆኑ ምርቶችን ደግሞ ወደ ሀገር ውስጥ ለማስገባት ምንድነው? በሁለቱ ሀገር መካከል እንግዲህ በየብስ ትራንስፖርት ብቻ አይደለም እንግዲህ ማቴሪያሎች ወይም ደግሞ እያንዳንዳቸው ምርቶች የሚጓጓዙት ምን ምን ይኖራል ማለት ነው። ውቅያኖስ ይኖራል ስለዚህ ያን ውቅያኖስ ደግሞ በምንድነው በመርከብ ነው። እንግዲህ ያንን ግዙፍ የሆነውን ነገር ሁሉ ተጭኖ ወደ ተለያዩ ሀገሮች በትራንስፖርት በማድረግ የሚከፋፈለው ስለዚህ ከዚያ ቀጥታ በባህር ላይ የባህር ላይ ትራንስፖርቱ እንዳለቀ የባህር ትራንስፖርቱ እንዳለቀ መሬቱ ክፍል ላይ ወይም ደግሞ ደረቁ የመሬቱ የየብስ ክፍል ላይ ሲደርስ። ከዚያ ከውሃ ትራንስፖርት ላይ ተቀብሎ በቀጥታ እንግዲህ በየብስ ትራንስፖርት ማለትም በመኪና ትራንስፖርት እንግዲህ እነዚህን ምርቶችን ይዞ ወደ ሀገር ውስጥ ለመግባት። በየብሱና በወሃማው ክፍል ላይ ያለው ያ የእቃ ማንኛውም የንግድ ማቴሪያሎች የሚቀያየሩበት ቦታ ምን ይባላል ማለት ነው። የባህር በር ይባላል ማለት ነው። ስለዚህ የባህር በር ሲል በዚህ መልኩ መረዳት መቻል አለብን። በሌላ በኩልም ደግሞ እንግዲህ ለምሳሌ የፀሀይ መውጫ በር ይባላል። እንደየአካባቢው ለምሳሌ እኛ አካባቢ መንቆረር የማነው መንቆረር ወይም ደግሞ የደጥያ በር ይባላል ወይም ሸዋ በር ይባላል ሸዋ የሚባለው ሀገር ነው። ወደ ሸዋ ማስወጨው መስመር ለማለት ነው። መንገዱ ለማለት ነው። እና በር ስንል የአንድ ነገር መውጫ መግቢያን የሚያጠይቅ ቃል

አመሰግናለሁ በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ደግሞ የመልስህ ትንታኔ ወይም ማብራሪያ የምንሰጥ ይሆናል ማለት ነው። አሁን በቀጥታ ወደ ቃለ መጠይቁ። ዝናብ ይላል ዝናብ ማለት ምን ማለት ነው? ዝናብስ ለምን ነገር? ዝናብ ለምን ያገለቅላል ወይም የዝናብ ጠቀሜታው ምንድነው? የሚሉትንና ሌሎቹንም እንግዲህ በዝቻችል አጭር ደቂቃ ውስጥ ሌሎችንም ጥያቄዎች እያነሳሁ ማብራሪያ ወይም ደግሞ ትልታኔ የምሰጥ ይሆን ማለት ነው። አሁን ወደ ማብራሪያው። እንግዲህ ዝናብ ስንል ብዙ ጊዜ በመጀመሪያ ደረጃ ማለት ነው። ውቅያኖስ ወይም ደግሞ የተለያዩ ውሃ ማዕከላት እነ ውቅያኖስ ሀይቅ እና ሌሎችም የውሃማ አካላት ኩሬዎች ማለት ነው። ለፀሀይ ብርሃን ይጋለጣሉ ስለዚህ የፀሀይ ብርሃን እንግዲህ እዚያ ያን ሙቀት ሲሰጠው። ይሄው ማለት ነው። በቀላሉ ወደ ከባቢ አየር በነፋስ አማካኝነት። ወደ ለይተናል ማለት ነው። ሲተን በነፋስ አማካኝነት ከፍ ወዳለ ከፍታ ወደ ላይ ይመጥቃል ማለት ነው። ስለዚህ ወደ ላይ ከፍ እያለ በህደህ ቁጥር ይሄው በሙቀት የተነነው። እንፋልወጥ ወይም ደግሞ የውሃ እንፋሎት ምን ይሆናል ማለት ነው። እየቀዘቀዘ ይሄዳል። ስለዚህ እየቀዘቀዘ እየቀዘቀዘ ሲሄድ ምንድነው? የውሃ ነጠብጣብ ይፈጥራል ማለት ነው። ስለዚህ የውሃ ነጠብጣብ ሲፈጠር ምንድነው? እንግዲህ አየሩ መሸከም ያቅተዋል ማለት ነው። ነፋሱ ስለዚህ መሸከም ሲያቅተው። እንግዲህ ከዚያ ከውቅያኖስ ከውቅያኖስ የውሃማ አካላት ላይ ጠልፎ ያመጣውን ይህንን የውሃትነት ማለት ነው። እንግዲህ በከፍተ አማካኝነት እየቀዘቀዘ እየቀዘቀዘ ይሄድና የሆነ ሩቅ ወጣ ወስዶ ማለት ነው። በጣም እንግዲህ በሆነ ሲቀዘቅዝ ዴንሲቲው ስለሚጨምር ምን ይሆናል ማለት ነው። በዝናብ በዝናብ መልኬ ይሄ ውሃ ማለት ነው ወደ መሬት ይንጠባጠባል ማለት ነው። ወይም ደግሞ ወደ መሬት ይፈሳል። ስለዚህ ወደ መሬት የሚወርድ የዝናብ ነጠብጣብ የውካ ነጠብጣብ ምን እንለዋለን ማለት ነው። ዝናብ እንለዋለን ማለት ነው። ስለዚህ ይሄ ዝናብ ደግሞ ምንድነው? እንግዲህ አንድም ንጹህ የሆነ ተፈጥሮአዊ ውሃ ነው። ማለትም ከውቅያኖስ በቀጥታ በሙቀት አማካኝነት ተኖ ከዚያ በኋላ እንደገና ወደ ላይ። ከመጠቀ በኋላ በከፍተኛ ምክንያት ቀዝዝዞ እንደገና ተመልሶ ወደ ዝናብ የሚቀየር ስለሆነ ይሄ ንጹህ ውሃ ነው። አንዳንዴም እንግዲህ ቤት ውስጥ ለመግባት አገልግሎት እንጠቀመዋለን። ከዚያ በተጨማሪም እንግዲህ የዝናብ ማለት ነው። የተለያዩ ሰብሎች ወይም ደግሞ ለተለያዩ እጽዋት እንግዲህ የውሃ ጥማታቸውን የሚያረካ ይሆናል ማለት ነው። ማለትም እንግዲህ በሰው ልጅ ውሃ እየተጠለፈ ተደራሽ ማድረግ እጅግ ከባድ ነው። ሙሉ ምድሩን ማለት ነው። እና ዝናብ ሲጥል ግን በቃ የትኛውንም አካባቢ ተደራሽ ስለሚያደርግለት እጽዋቱ ሁሉም እንድን ይሰማቸዋል። ምቾት ይሰማቸዋል ማለት ነው። ምክንያቱም የውሃ ጥናቸውን ያረካሉ ማለት ነው። እና ዝናብ እንግዲህ መሬትን። ለመራስ በመሬት ላይ ያሉ እጽዋትን ሁሉ እንግዲህ የውሃ ጥማታቸውን ለመ ለማርካት የሚመጣ ተፈጥሮአዊ የሆነ እንግዲህ ህግ ነው። ወይም ተፈጥሮአዊ ስርዓት ነው ማለት ነው። እና ብዙ ጊዜ እንግዲህ በተለይ በታዳጊ ሀገሮች ላይ ምንድነው? የግብርና መስኩ በአመት አንድ ጊዜ ዝናብ ተኮር የሆነ የአስተራረስ ዘዴ ነው ያለው ያ ማለት ምንድነው? ዝናብ የሚመጣበትን ወቅት ብቻ መሰረት አድርገው ነው። እንግዲህ አርሶ አደሮቹ ምርጥ እያመረቱ ያለ ስለዚህ። ይሄ ደግሞ ኋላ ቀር የሆነ የምርት አመራረት ዘዴ ስለሆነ። ይህንን እንግዲህ ሰማንያ ፐርሰንት የሚሆነው የኢትዮጵያ ህዝብ በግብርና መስቅ ላይ ምናምን ምንም ተሰማርቶ እየሰራ ቢሆንም እንኳን። እንግዲህ አስራ አምስት ሃያ ፐርሰንት የሚሆነውን የከተማ የነዋሪውን ህዝብ ፍላጎት በምግብ ደረጃ ራሱ ማሟላት እያቃተው በራም ነው የሚሰቃየው ከተማው ህዝብ ማለት ነው። ይሄ ምንድነው? ዘመናዊ አስተዳደስ ዘዴ አይደለም እየተከተለ ያለው ማለት ነው። ወይም ደግሞ አዲስን አይነት ሲስተም እየተከተለ አይደለም። ከዚህ አይልቅ ምንድነው? በአመት አንድ እዚህ የሚጥለውን የዝናብ ወቅት በመጠበቅ ብቻ ነው በቃ ምርት የሚያመርቱት ማለት ነው። እና ይሄ ለአካባቢ እድገት ለአካባቢ የኢኮኖሚ እድገት በተለይም ደግሞ በግብርናው መስክ አለመዘመኑን የሚያጠይቅ ቃል ይሆናል ማለት ነው። እና በአንድ ጊዜ ማነው በአመት አንድ ጊዜ የዝናብ ወቅትን ብቻ ጠብቆ ምርት ማምረት የአንድ ሀገር የኢኮኖሚ ደረጃ ለማሳደግ አይቻልምና። እንግዲህ በዚህ አጋጣሚ የተለያዩ ወንዞችን እየጠለፉ የበጋ አዝመራ ማለትም እሪጌሽን ስራዎችን እየሰሩ ምርትን በአንድ መሬት ላይ ከአመት ሃያ ሁለት እዚህ እና ከዚያ በላይ ማምረት መቻል አለብን። የሚል ጠንክር ያለ እንደው ምክር አዘለ አስተያየት አለኝ። በዚህ አጋጣሚ ምናልባትም ይሄን አውዲዮ የሚያዳምጥ አካል ያው ምክር ይወስድበታል ብዬ ይገምታለሁኝ። ስለዚህ እንግዲህ ዝናብ የሚለው ደግሞ ምናልባትም ዝናብ ሲዘንብ አንድም የቅርሰ ምድር የውሃ አቅምን ይጨምራል ማለት ነው። ሁለቱም ደግሞ

እሺ አመሰግናለሁ እንግዲህ አሁንም ቢሆን በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። በቀጥታ ወደ ቃለ መጠይቁ። ወለድ ይላል እንግዲህ ወለድ የሚለውን ቃል እንደዚሁ ዝም ብለን በማየት ወለድ የሚለውን ቃል ትርጉሙን እንደዚህ ነው ብለን አንድ የሆነ ፍቺ ልንሰጠው አንችልም። እንግዲህ ቃላቱን ማለት ነው በተለያዩ አረፍተ ነገሮች ውስጥ ሲገባ የተለያየ ትርጉም ነው ይዞ የሚመጣው። እንደማንኛውም አይነት ቋንቋ ማለት ነው። ስለዚህ ወለድ የሚለውን በዋናነት ትርፍ ነገር ተጨማሪ ነገር የሚልን ነው። የሚያመጣ ነገር ግን ከዚህ በተጨማሪም ሌላ ትርጉም ስላለው ያን ትርጉሙን ደግሞ ምናልባት እንግዲህ ለአድማጭ ግልጽ እንዲሆን አረፍተ ነገር እየመሰረትኩኝ በዚህ አረፍተ ነገር ውስጥ የተ ያው ትንታኔ እሰጣለሁኝ ከዚያ በቀላሉ መረዳት ይቻላል ብዬ አስባለሁኝ። ወይም እገምታለሁ። ስለዚህ ወለድ በዋናነት ምንድነው? ወለድ ስንል ምንድነው? ትርፍ ተጨማሪ እንደማለት ነው። ለምሳሌ አሁን አንድ ሰው ከአንድ ግለሰብ ላይ ወይም ደግሞ ከአንድ ገንዘብ ከሚያበድር ተቋም ላይ ሊሆን ይችላል። ገንዘብ ተበድሮ ስራ ሊሰራ ይፈልጋል ስለዚህ ገንዘብ ያንን ገንዘብ ሲበደር። የተበደረው ለምሳሌ መቶ ሺህ ብር ከሆነ በዚህ በወር በወር ምናልባትም እንግዲህ የተወሰነ ፐርሰንቱን። ማለት ለአንድ አመት ሊሆን ይችላል ይሄን ብር የተበደረው እና ቀስ እያለ እስከ አንድ አመት ድረስ በሆነ ፐርሰንት እየከፈለ እንዲጨርስ ወይም በሁለት አመትም ሊሆን ይችላል ያ እንደ ውሉ ይለያያል። ዞሮ ዞሮ ግን ይሄ ሰውዬ ማለት ነው ይሄን ብር ተበድሮ ሲሄድ ምንድነው? ዋናውን መቶ ብር ብቻ አይደለም የሚመልሰው ከመቶ ብር በተጨማሪ ሌላ ብርም አብሮ የሚመልሰው ብር አለና ከመቶ ብር በላይ የሚከፍለው የሚመልሰው ብር ምን ይባላል ማለት ነው? ወለድ ነው። ወለድ ነው ማለት ነው። ስለዚህ ይሄ ደግሞ ወለዱ ደግሞ ለእሱ ሌላ ተጨማሪ ወጪ ይሆንበታል ማለት ነው። እና ብዙ ጊዜ እንግዲህ በተለይ ይሄ የንግድ ተቋማት ገንዘባቸውን ያለወለድ በምንም ታዓምር ቢሆን ለሰው ልጅ እንዲያበድሩ አይሰጡም። በምንም ታዓምር ቢሆን ያ ማለት ለትርፍ የተቋቋሙ እስከሆነ ድረስ። ገንዘባቸውን ሲሰጡ ሁሌም ቢሆን ማለት ነው በወለድ ነው የውም ወለዱ ራሱ እንደዚህ በቀላሉ አይደለም በከፍተኛ ፐርሰንት የሚከፈል ወለድ ነው የሚሆን ማለት ነው። ለምሳሌ መቶ ሺህ ብር የተበደረን ሰው ያንን መቶ ሺህ ብር ብቻ ሳይሆን የሚመልስ እስከ መቶ ሃምሳ ሺህ ብር ድረስ ሊሆን ይችላል። ያ ግን ምናልባትም የብሩን አስራ አምስት ፐርሰንት ወይም ደግሞ አስር ወይም ደግሞ እስከ ሃያ ፐርሰንት ራሱ ያደርሱታል ማለት ነው። ስለዚህ ወለድ በዚህ መልኩ ተጨማሪ ክፍያ ወይም ደግሞ ተጨማሪ የብር መጠን መሆኑን በዚህ ልክ መረዳት እንችላለን ማለት ነው። በሌላ አገላለጽም እንግዲህ ወለድ ስንል ለምሳሌ አየር ወለድ በሽታ። ወይም ደግሞ ውሃ ወለድ በሽታ እንላለን። ውሃ ወለድ አየር ወለድ እያልነህ ምንድነው? አየር ወለድ በሽታን ወይም ደግሞ ውሃ ወለድ በሽታን እያልን እንደው በተለይ ይህንን እንኳን በህክምና ሙያ ላይ ያሉት ባለሙያዎች ናቸው። ቃሉንም እንግዲህ በደንብ የሚተነትኑት ዞሮ ዞሮ ምንድነው? አየር ወለድ በሽታ ስንል እንግዲህ ያ ሰው አንድ ሰው የታመመበት ዋናው ምክንያቱ በአየር ብክለት ወይም ደግሞ ወደ ሳንበው ውስጥ የገባው አየር ወይም ደግሞ እንግዲህ የተነፈሰው የሚተ አየር ሲጠቀም አየር ሲያስወጣ ሲያስገባ ከአየር ጋር አብሮ ተበክሎ የገባ ቫይረስ ነው ሰውዬው ለሰውየው መታመም መንስኤ የሆነ እያልን ነው ማለት ነው። ማለት አየር ወለድ በሽታ ስንኖር ምን ማለታችን ነው? በአየር ምክንያት የመጣ የበሽታ መንስኤ ነው እያለ ነው ማለት ነው። ውሃ ወለድ በሽታ ስንል ደግሞ እንግዲህ የዚህ በሽታ አምጬ ተዋሲያን በውሃ ውስጥ ነበሩና ያንን ውሃ ስንጠጣ በዚህ አማካኝነት ነው በሽተው የያዘን ወይም ያመመን እያልን ነው ማለት ነው። ስለዚህ አየር ወለድ ስንል ወይም ደግሞ ውሃ ወለድ ስንል ምንድነው? በሽተው አየር ወለድ በሽታ ወይም አየር ማነው? ውሃ ወለድ በሽታ ስንል ይሄ በሽታ የመጣብን ወይም ደግሞ የተነሳብን ከጠጣነው የተበከለ ውሃ ወይም ደግሞ ከተነፈስነው የተበከለ አየር አማካኝነት ነው እንላለን ማለት ነው። ለምሳሌ አሁን እንግዲህ አንድ ፋብሪካ የሆነ ፋብሪካ ለጉብኝት እንሂድና ፋብሪካውን ለማየት ለጉብኝት ስንሄድ ምናልባት እንግዲህ ከዚያ ፋብርካ ውስጥ የሚወጣ እጅግ ብዙ መርዛማ መርዛማና አሲዳማ የሆኑ ጋዞች ይኖራሉ ማለት ነው። ስለዚህ እኛ ደግሞ ሳናውቅ ዝም ብለን እንግዲህ የአፍንጫችን መከላከያ ነገር ሳንጠቀም እዚህ አፍ ፍብሪካ ውስጥ ገብተን ልናይ እንችላለን። ስለዚህ ዝም ብለን እንደዚሁ በተፈጥሮ ይመስለንና ያን አየር ስንተነፍስ ምንድነው በሽተው ወደ ሰውነታችን ይገባል ቅድመ ጥንቃቄ ስላላደረግን ማለት ነው። ስለዚህ አየር ወለድ

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው ቃለ መጠየቁን በድምጽ አሰምቼ ካነበብኩ በኋላ ማለት ነው። ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ አሁን በቀጥታ ወደ ቃለመጠይቁ ማንበብ እሄዳለሁ ማለት ነው። ቃለ መጠየቁ ምን ይላል? የአየር ሁኔታ ይላል ወይም የአየር ፀባይ ማለት ነው የአየር ሁኔታ የአየር ፀባይ ስንል። እንግዲህ በአንድ በተወሰነ ጊዜ ብቻ ውስጥ የሚቀያየር የአየር ፀባይ ወይም ደግሞ የአየር ባህሪ ማለት ነው። በመጀመሪያ ደረጃ የአየር ሁኔታ ስንል አየር ማለት ምን ማለት ነው? የአየር ሁኔታ ስንልስ ምን ማለት ነው? የሚለውን እነዚህን እንግዲህ በተሰጡኝ ደቂቃዎች ውስጥ እንግዲህ ትንትን አድርጌ ለማቅረብ እሞክራለሁ ማለት ነው። እንግዲህ አየር አየር ስንል ምናልባትም በአንድ አካባቢ ላይ በተወሰነ ጊዜ ውስጥ በአንድ አካባቢ ላይ። ያለ የሚፈጠር ወይም ደግሞ የሙቀት መጠን የዝናብ ሁኔታ የደመና ሽፋን የፀሀይ ሙቀት እንደዚሁም ደግሞ የነፋስ አቅጣጫ የነፋስ ፍጥነት ይህንን ሁሉ እንደ አጠቃላይ አካቶ የሚይዝ ይሆናል ማለት ነው። ስለዚህ የአየር ሁኔታ ስንል በአንድ በተወሰነ አካባቢ ላይ በተወሰነ ጊዜ ውስጥ ማለት ነው። ምክንያቱም ከቦታ ቦታ የአየር ሁኔታው ስለሚለያይ አንድ እንደገናም ደግሞ ከጊዜ ወደ ጊዜ የአየር ሁኔታ በዚያው በራሱ ቦታ ላይ ስለሚለያይ በሁለቱም ሁኔታዎቹ ልዩነት ስላለው ማለት ነው። የአየር ሁኔታ ስንል በአንድ በተወሰነ አካባቢ በተወሰነ ጊዜ ውስጥ በተወሰነ የጊዜ ገደብ ውስጥ የሚታየው ወይም ደግሞ የሚነበበው ምንድን? የሙቀት መጠን እንደዚሁም ደግሞ የአየር የነፋስ ፍጥነት የነፋስ አቅጣጫ የዝናብ ሁኔታ እንደዚሁም ደግሞ የደመና ሽፋን እና ሌሎቹንም እንግዲህ እንቅስቃሴዎችን የሚያትት ወይም ደግሞ የሚተነትን ቃለመጠይቅ ነው ማለት ነው። ስለዚህ ምናልባትም እንግዲህ የአየር ሁኔታው ዛሬ የአየር ሁኔታው ጭጋጋማ ነው ልል እችላለሁኝ ዛሬ የአየር ሁኔታው ዋው ደስ ሲል ብሩህ የሆነ ቀን ነው ልል እችላለሁ ያ ማለት በቃ ብሩህ ስል በቃ ደስ የሚልና በቃ ብርሃን የፈነጠቀበት ወይም ደግሞ ፀሀይ እንግዲህ ለዚህ ለምድራችን ለዚያች አካባቢ ብርሃኗን የፈነጠቀችበት እና ተመጣጣኝ የሆነ በጣም ሙቀትም ያልሆነ በጣም ቅዝቃዛም ያልሆነ የአየር ፀባይ ያለበት ሁኔታ እያልኩ ነው ማለት ነው። ስለዚህ የአየር ሁኔታው ጤናማ ነው ካልኩኝም ምናልባትም በጣም ሙቀትም አይደለም በጣም ቀዝቃዛም አይደለም ይሄ ማለት ምን ማለት ነው? እንደተለመደው በቃ እንደወትሮው ሆኖ ማለት ነው። ምናልባትም የአገር ሁኔታው ዛሬ በጣም አስፈሪ ነው ወይም ደግሞ ከባድ ነው ካልኩ ደግሞ ምናልባትም እንግዲህ በረዶ ያዘለ ዝናብ ሊጥል ይችላል ወይም ደግሞ ውሽንፍር ማለት በቃ የማይታወቅ በቃ አውሎ ንፋስ ምናልባትም በረድ የቀላቀለ ዝናብ ወይም ደግሞ በጣም ንፋስ ሀይለኛ ንፋስ የሆነ ነጎድጓድ ሊፈጠር ይችላል እያልኩ ነው ማለት ነው። ይህንን ልለው የምችልም እንግዲህ በቀጥታ ምንድነው ከማያቸው ነገሮች ላይ ተነስቼ ማለት ነው። ምን ያክል ደመናው እንደከበ ከብዶ እንደሚታይ ወይም ደግሞ ምን ያክል በቃ ኢንቫይሮመንቱ አካባቢው ማለት ነው በጣም ተጨናንቆ እንዳለ በሰማዩ በማየት እንግዲህ ምን ሊፈጠር እንደሚችል የራሴን ግምት ማስቀመጥ ያን ያህል አስቸጋሪ ወይም ደግሞ ያን ያህል ውስብስብ ነገር ስላልሆነ በዚህ መልክ እንግዲህ መተንበይ እችላለሁ ማለት ነው። ስለዚህ የአየር ሁኔታ ሲባል እንደው ሀሳቡን ጠቅለል ለማድረግ በአንድ አካባቢ ላይ ያለ የአየር ፀባይ ማለታችን ነው። ያ ይሄ የአየር ፀባይ ደግሞ ምናልባትም እንግዲህ ከጊዜ ወደ ጊዜ የሚለያይ እንደዚሁም ከቦታ ወደ ከቦታ ቦታ የሚለያይ የሚለያይ ይሆናል ማለት ነው። ስለዚህ ይሄ የአገር ሁኔታው በመለያየቱ ምክንያት ደግሞ ሁሌም ቢሆን ማለት ነው። የሰው ልጅ እንቅስቃሴው ምንን መሰረት አድርጎ ነው? የአየር ፀባይን ሁኔታ መሰረት አድርጎ ነው ማለት። የአየር ፀባይ ምንድነው? ይህ ጥገኛ ፋክተር ሲሆን ወይም ደግሞ ይህ ጥገኛ ሁኔታ ሲሆን የሰው ልጅ ደግሞ እያንዳንዱ እንቅስቃሴው ምንድነው? በአየር ፀባዩ ወይም ደግሞ በአየር ሁኔታው ላይ ጥገኛ ሆኖ የሚኖር ጥገኛ ቫርያብል ይሆናል ማለት ነው። ማለትም ምን ማለት ነው? ለምሳሌ እንደው በቀላሉ እንኳን አለባበሳችን ራሱ የኛ የልብስ አለባበሳችን የምንመርጠው ምኑን መሰረት አድርገን ነው የአየር ፀባዩን መሰረት አድርገን ነው አለባበሳችን እንኳን እንኳንስ የምንሰራውን ስራ ይቅርና የምንለብሰውን ልብስ እንኳን። የተለየ እንዲሆን የሚያደርገው የአየር ፀባይ ሁኔታው ነው። ለምሳሌ በጣም ብርዳማ የሆነ የአየር ፀባይ ካለ ወፍራም ልብስ እንድንለብስ ያስገድደናል ማለት ነው። ነገር ግን እኔ ሰሳ ያለ ልብስ ነው የምለብስ ብዬ የአየር ፀባዩ ሞቃት እንዲሆን አላስገድደውም እሱ ያስገድደኛል እንጂ እኔ አላስገድደውም ማለት ነው።

እሺ አመሰግናለሁ። እንግዲህ እንደተለመደው አሁንም ቃለመጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። ይህም እንግዲህ ቃለመጠይቁን ማንበብ አስፈላጊ የሆነበት ዋናው አላማው ማለት ነው። የምሰጠው ማብራሪያ በምን ርዕሰ ጉዳይ ላይ እያተኮረ እንደሆነ በቀላሉ ሀሳቡን እንዲረዱት ለማስቻል ነው ማለት ነው። ስለዚህ ቃለመጠየቁ ምን ይላል? ታክሲ ይላል እንግዲህ ታክሲ ማለት ምን ማለት ነው? ታክሲስ ለምን አገልግሎት ይውላል? እንግዲህ ለአንድ ከተማ እርገት እንግዲህ ታክሲ እንደ አንድ መለኪያ ወይም ደግሞ እንደ አንድ መመዘኛ መስፈርት ወይም ደግሞ መለኪያ አሃድ ሆኖ ሊያገለግል ይችላል። ወይም ወይም ደግሞ ሊጠቅም ይችላል ወይ የሚሉና ሌሎቹንም ጥያቄዎች እያነሳሁኝ ማለት ነው በዚች በተሰጠችኝ ደቂቃ ውስጥ የማብራሪያ ወይም ደግሞ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው መሄድ እንችላለን። ማለት ነው ስለዚህ ታክሲ ማለት እንግዲህ ምንድነው? ህዝቦ ሰዎችን ከከተማ ወደ ከተማ ወይም ደግሞ በአንድ ሰፋ ባለ ከተማ ውስጥ የትራንስፖርት አገልግሎት ለመስጠት የምትንቀሳቀስ ተሽከርካሪ መኪና ናት ማለት ነው። ስለዚህ በተለይ እንግዲህ እነዚህ የተሳፋሪዎች ማለት ነው። ወይም ደግሞ የዚህ ታክሲ ተጠቃሚ የሆኑ ሰዎች ምንድነው ማለት ነው። ከከተማ ከተማ ለከተማ ወይም ደግሞ ከአንድ ከተማ ወደ ሌላ ከተማ ማለት ከተማው አንድ ሆኖ ነገር ግን ከተማው ሰፊ ከመሆኑ አንፃር ምናልባት እንግዲህ የስራ ቦታቸውና መኖሪያ ቦታቸው የተዳራራቀ ስለሚሆን ብዙዎቹ የመንግስት ሰራተኞች ወይም የግል ሰራተኞችም ቢሆኑ በሰአቱ ስራ ቦታቸው ላይ እንግዲህ በግል የሚስሩ በመንግስት ስራ የሚስሩ ዙሮ ዝሮ ምንድነው በሰአቱ ስራ ቦታቸው ላይ ለመድረስ የግዴታ በእግራቸው ሲሄዱ ጊዜ ስለሚፈጅባቸው ማለት ነው የግዴታ ታክሲ ይጠቀማሉ ማለት ነው። የው ፍጥነቱን ለመጨመር ማለት ነው። ስለዚህ ምንድነው ታክሲ ስንል? እንደው በአጭሩ ማለት ነው። ሰዎች ማለት ተሳፋሪዎችን ክፍያ በመቀበል ክፍያ እየተቀበለ ይሄ የታክሲው ባለቤት ማለት ነው። ክፍያ በመቀበል ማለት ነው ከአንድ ቦታ ወደ ሌላ ቦታ የሚያደርስ በአብዛኛው በከተሞች ውስጥ ለውስጥ ማለት ነው የትራንስፖርት አገልግሎት የሚሰጥ የህዝብ ማጓጓዣ ወይም ደግሞ የህዝብ ትራንስፖርት ወይም ደግሞ ተሽከርካሪ ማሽን ነው ማለት ነው። ስለዚህ እንደዚህ ከሆነ ደግሞ ታክሲ ምንድነው ማለት ነው? ሰዎችን ከአንድ ቦታ ወደ ሌላ ቦታ በማቀሳቀስ በአጭር ጊዜ ውስጥ በፈለጉት ቦታ ላይ ሲያደርሳቸው እነሱ ደግሞ ለዚህ ላደረገላቸው አገልግሎት ወይም ለዚህ አገልግሎት ምንድነው ማለት ነው? የተወሰነ እንግዲህ እንደአስፈላጊነቱ የገንዘብ ክፍያ ይፈጽማሉ ማለት ነው። ምናልባት ታክሲዎቹ እንግዲህ እኛ አካባቢ ብዙ ጊዜ በባጃጅ ነው የምንጠቀም። ባለ ሶስት እግር ተሽከርካሪ ማሽን ማለት ነው። መኪና ማለት ነው። እንደዚሁ ትላልቅ ከተሞች ላይ ደግሞ የክልል ከተሞች እና እንደዚሁም የፌደራል ከተሞች ላይ ግን የሀገሬ ዋና ከተማ ላይ ግን ምንድነው? የባለ አራት እግር ተሽከርካሪ መኪና ነው የሚጠቀሙ ማለት ነው። እና ይኸው እንደ እንደ ደረጃው እንደ ከተማው እንደ ከተማው የደረጃ እድገት ይለያያል ማለት ነው። ታክሲ አጠቃቀማችንም ስለዚህ ሰአታችንን በአግባቡ ለመጠቀም እንደዚሁም ደግሞ ስራችንን ሄደን በሰአቱ ወደ ስራ ቦታ ለመገኘት ማለት ነው። ምን እንጠቀማለን? የታክሲ የታክሲ ትራንስፖርት አገልግሎት ተጠቃሚ እንሆናለን ማለት ነው። ነገር ግን አልፎ አልፎ እንግዲህ ታክሲ ብዙ ጊዜ ነዳጅ ሲጠፋ ምንድነው ማለት ነው። በቃ ሰዎች በጣም ነው የሚቸጋገሩት ምክንያቱም ተቤታቸው ተነስተው ስራ ቦታቸው ለመድረስ እጅግ በጣም ረጅም ርቀት ስለሆነ ብዙ ጊዜ ስለሚፈጅ በቃ ስራቸውን በተቀላጠፈው ሁኔታ ለመስራት በጣም ነው የሚቸገሩት። እና እንደው በከተማው ውስጥ በቂ በሁሉም የከተማ ከጠየቅልና የወረዳ ከተሞች ላይ በቂ የሆነ ታክሲ እንግዲህ እየተሰራጨ እንደው የትራንስፖርትን አገልግሎት ችግር ቢቀረፍ እንደው እንደ አጠቃላይ የኔ የግል አስተያየት ነው ማለት ነው። ምናልባትም እንግዲህ የሚመለከታቸው ባለስልጣት ባለስልጣናት ማለት ነው ይህንን አውዲዮ ምናልባት ካዳመጡ እንደ አይነት ችግር እንደ አይነት ችግር ማህበረሰቡ በጣም እየተሰቃየና እየተጎዳ ስለሆነ አፋጣኝ የሆነ ምላሽ ይሰጣሉ ብዬ እኔ በራሴ ግምት አምናለሁኝ። ምናልባትም እንግዲህ እንዲህ አይነት ችግሮችን ለመፍታት ማለት ነው። በተለይ ባለሀብቶችም ራሱ ትልቅ አስተዋጽኦ ማድረግ ይችላሉ። ባይ ዘ ዌይ ማለት ሌላ ለይ ፈንድ የሚያደርጉትን ኢንቨስትመንት ራሱ ራሱን የተለያዩ ታክሲዎችን እየገዙ በተለያዩ መስመሮች ይሄ የትራንስፖርት አገልግሎት ቢሰጡ እጅግ በጣም እነሱም ትርፋማ ስለሚሆኑ ህዝቡንም ስለሚያገለግሉ ስራቸው በዚህ ልክ ተወዳጅ ይሆናል ብዬ እኔ በግልድ አምናለሁኝ። ስለዚህ ታክሲ ከሚለው ጋር እንግዲህ ያለኝ ማብራሪያ ይሄን ይመስላል። ሰዓት እያለቀብኝ ስለሆነ ነው አመሰግናለሁ ታንኪው።

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ቃለመጠይቁን በድምጽ ሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትልታኔ ወይም ማብራሪያ እሰጣለሁ አሁን ወደ ቃለ መጠይቁ እንሄዳለን ማለት ነው። ቃለ መጠይቁ ምን ይላል መተኛት ይላል? እንግዲህ መተኛት የሚለውን ቃል እንዲሁ ስናየው ስንረዳው ማለት ነው ምን ማለት ነው አንድ ሰው? ሙሉ እንግዲህ ቀኑን ሙሉ ሲሰራ ሊውል ይችላል እንግዲህ ቀኑን ሙሉ ስራ ላይ ተጠምዶ የሚውል ሰው ማለት ነው። እረፍት ይፈልጋል ማለትም ማታ ቤቱ ሲሄድ እንግዲህ በጣም ብዙ ስራ ከመስራቱ የተነሳ በአእምሮውም ድክም ይላል እንደዚሁም ደግሞ በፊዚካሉም ቢሆን ራሱ በጣም ሰውነቱ ስለሚዝል ምን ይሆናል ማለት ነው። ድካም ድካም የድካም ስሜት ይሰማዋል ማለት ነው የዛኔ ምን ያደርጋል ማለት ነው? በቃ እራት ይበላና ሄዶ ምኝታ ክፍል ይገባና አልጋው ላይ እንግዲህ ጋደም ብሎ እረፍት ይወስዳል ማለት ነው። ስለዚህ አልጋችን መተኛ ክፍላችን ውስጥ ገብተን አልጋችን ላይ ጋደም ብለን እረፍት መውሰድ ምን ይባላል ማለት ነው መተኛት ይባላል ማለት ነው። ስለዚህ ያ ሰው እንግዲህ አረፍ ብሎ አንድም የእንትን የፊዚካሊ ሰውነቶቹ ጡንጫዎቹ በጣም በስራ ተጨናንቀው ስለዋሉ እነዚህ ጡንጫዎቹ ሁሉ እረፍት ያገኛሉ ሁለተኛም ደግሞ አእምሮው ራሱ እጅግ በጣም ብዙ ነገሮችን ሲያስብ ሲያሰላስል ስለሚውል። እነዚህ አእምሮዎቹ አእምሮ ማለት ነው እረፍት ያገኛል ማለት ነው። ስለዚህ አንድ ጤናማ የሆነ ሰው ማለት ነው እንግዲህ ቢያንስ እንደው በቀን በቀን በቀን ስንል በ24 ሰዓት ውስጥ ማለት ነው ቢያንስ ለስምንት ሰዓት እረፍት ማግኘት አለበት መተኛት መቻል አለበት። ማለት ሲተኛ እንግዲህ ምንድነው አንድም አእምሮ የ የሰውየው ማይንድ ሴት አፑ አእምሮ ጠቅላላ እረፍት ያገኛሉ እንደዚሁም ደግሞ የተለያዩ የሰውነት ክፍሎቹ ጡንቻዎቹ በስራ በጣም እንግዲህ ተወጥረው ስለሚውሉ እነዚያ ሁሉ እረፍት ያገኙና እንደገና ደግሞ በነገው ማለት ነው። እንደ አዲስ በጣም በቃ የታደሰ ሀይልና እምቅ የሆነ ጉልበት ይዞ እንደገና እንዲነሳ ያደርገዋል ማለት ነው። እና ዝም ብለን በተከታታይ በጣም ከባድ ስራ የምንጸራ ከሆነ አንድም በሰውነታችን እየከሳን እንሄዳለን። በዚያ ላይ ደግሞ እንግዲህ ምናልባት በአቅማችንም እየቀጨጭን እንሄዳለን ማለት ነው። በርግጥ ስራ ስራ መስራት ጥንካሬ እንጂ ድክመትን አያመጣም ነገር ግን። ለአእምሮአችን ይኸው የተወሰነ እረፍት እየሰጠን መስራት መቻል አለብን ማለት ነው። ጤናማ የሆነ የስራ ሂደትን መከተል መቻል አለብን ማለት ነው። ጤናማ ያልሆነ የስራ ሂደትን ማለትም ዝም ብሎ በተከታታይ ስራ መስራት ምናልባትም እንግዲህ አእምሮ ማሰብ ከሚገባው በላይና እንደዚሁም ደግሞ በቃ ታምሮ በላይ የሆነ ሀሳብ በመስጠት አእምሮአችን እንዳይረበሽ። ይኸው በዚህ አጋጣሚ ጥብቅና ጥልቅ የሆነ ጠንካራ ምክሬን በዚህ አጋጣሚ ይሄው አስተላልፋለሁ ማለት ነው። እና መተኛት ሲባል እንግዲህ እንደው በተለይ ደግሞ እጅ እግርን ታጥቦ በተለይ ሙሉ ሻወር ወስዶ ማለት ነው። በጣም እንግዲህ ሲሰሩ ስለሚውሉ ሰዎቹ በተለይ በተለይ የጉልበት ስራ የሚሰሩ ሰዎች ምንድነው በጣም ስለሚደክሙ ሰውነታቸው ጡንቻቸው ሁሉ እጅግ በጣም ስለሚዝል ማለት ነው። በተለይ በዋናነት ንጹህ በቃ ሻወር ሙሉ ሰውነታቸውን ሻወር ወስደው ንጹህ ልብስ በመልበስ እንግዲህ ጋደም ብለው ቢያርፉ ወይም ቢተኙ ማለት ነው። በነገው በነገው በሚቀጥለው ቀን ማለት ነው በጣም በአዲስ ሀይል በአዲስ አስተሳሰብ በአዲስ ጉልበት በአዲስ አቅም በመነሳት እጅግ በጣም የሚገርም ውጤታማ ስራ እንደሚሰሩ እኔ ለዚህ ህያው ምስክር ነኝ ማለት ነው። ያም ማለት ምንድነው? እንግዲህ የሰውነታችን በስራ ብቻ ሲጨናነቅ እንግዲህ በቃ የማሰብ አቅማችን ይደክማል እንደዚሁም ደግሞ በሰውነታችንም ሰውነታችን ራሱ እየዛለ ይሄዳል ማለት ነው። እና እንደ አይነት ችግር ውስጥ ከመግባታችን በፊት በመጀመሪያ ደረጃ እንዳስፈላጊነቱ ስራ መስራት ባለብን ሰዓት እንሰራለን። እንደዚሁም እረፍት ማግኘት ባለበት ሰዓት ደግሞ እረፍት እያገኘነ ጤናማ የሆነ የስራ አፈጻጸም ሂደትን ተከትለን። የእለት ተእለት ስራችንን በመከወን በስራችን እጅግ በጣም ሲበዛ ውጤታማ መሆን የምንችል መሆኑን በዚህ አጋጣሚ አሁንም ደግሜ ደጋግሜ ሀሳቤን እንግዲህ መግለጽ እፈልጋለሁ ማለት ነው። እና ሁላችንም ብንሆን ሙሉ 24 ሰዓት ስራ በመስራት ማነው ውጤት ታማ አያደርገንም? ወይም ደግሞ እንግዲህ ብዙውን ጊዜ ደግሞ ዝም ብለን በእንቅልፍ በመተኛትም ውጤታማ ልንሆን አንችልምና ተገቢ የሆነ የእረፍት ጊዜ በመመደብ። በስራ ደክሞ ወይም ደግሞ ዝሎ የባለ ሰውነታችንን እንግዲህ እረፍት በመውሰድ በመተኛት ማለት ነው መልሰን እያደስነ እንደገና በነገው ደግሞ በጣም እምቅ በሆነ ሀይልና ስሜት እንደዚሁም ወኔ ስራችንን እየሰራን ቀልጣፋ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ቃለመጠየቁን በድምጽ እያሰማሁ አነባለሁ ከዚያ በኋላ ደግሞ ለቃለ መጠይቁ የመልስ ጥንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ ግዢ ይላል። ግዢ ስንል እንግዲህ ግዢ የሚለውን ቃል በመጀመሪያ ግን እንደው ቃሉ ሲነገረን የምንረዳው ወይም ደግሞ ወደ አእምሮአችን የሚመጣው ነገር ምንድነው? አንድን ነገር በመሸጥና በመግዛት መካከል ያለን ግንኙነት ይሆናል ማለት ነው። ስለዚህ ግዥ ክፍል ይባላል። አሁን የተለያዩ የመንግስት ተቋማትም ሊሆኑ ይችላሉ ወይም ደግሞ የግል ድርጅቶች ወይም ተቋማት ሊሆኑ ይችላሉ። እንግዲህ ስለ አንድ ርዕሰ ጉዳይ ወይም ደግሞ ድርጅቱ ወይም ተቋሙ የተቋቋመው ወይም የተዋቀረው አንድ ርዕሰ ጉዳይን እንግዲህ የአንድ በአንድ የርሰ ጉዳይ ላይ ግብ ለመምታት ነው። ለምሳሌ አሁን እያንዳንዳቸው ተቋም ለምሳሌ የቆዳ ፋፍሪካ የግል ድርጅቶች የሆነ የቆዳ ፋፍሪካ ሊኖር ይችላል። ስለዚህ ይሄ ቆዳ ፋፍሪካ ምን አይነት ማቴሪያሎችን ይፈልጋል የተለያዩ የእንስሳት ቆዳን አቅርቦት ይፈልጋል። ስለዚህ ይህንን ቆዳ ደግሞ ጥሬ እቃውን ማለት ነው ይቀበልና ማለት ነው። እንግዲህ በዚያ በፋፍሪካው ውስጥ በተለያዩ ማሽኖች የቆዳ እያለፈ በቃ በጥሩ ሁኔታ ይለሰልስና እጅግ በጣም ተፈላጊ በሆነበት ደረጃ ላይ ሲደርስ። ይህንን ወይ የእንስሳት ቆዳ ደስልሶ ከተቀለሰለሰ በኋላ እንዳስፈላጊነቱ ለቦርሳ ወይም ደግሞ እንግዲህ ለጫማም ሊሆን ይችላል። ወይም ደግሞ የተለያዩ ቦርሳዎችን ለማምረት ሊሆን ሊሆን ይችላል። ወይም ደግሞ ይሄ ሌዘር ጃኬቶች አሉ አይደለን ለንደነ እነሱ አይነት የልብስ አይነቶችን ለማዘጋጀት ሊሆን ይችላል። ብቻ የተለያዩ ምርቶችን ለማምረት ይሄ የቆዳ ፋፍሪካ ምን ይፈልጋል ማለት ነው? የተደያዩ የእንስሳት ቆዳ ግባትን ይፈልጋል ማለት ነው። ስለዚህ በዚህ ፋፍሪካ ውስጥ ማለት ነው። የተለያዩ የስራ ሀላፊነት ያላቸው ሰዎች ተቀጥረው ይሰራሉ ማለት ነው። እንግዲህ አንተም ምርቱን ማሽኑ ሲተፋላቸው ወይም ፋፍሪካው ምርቱን ተፈላጊው ደረጃ ላይ ሲደርስ የጥሬ እቃውን የሚያስገቡ የሚያስገቡበት ቦታ አለ። ከዚያ በኋላ ደግሞ ይሄ ጥሬ ቆው ማለት ነው ጥሬ ቆደው ማለት ነው ፕሮሰስ ፕሮሰስ እየተደየ የሆነ ማለትም የተለያዩ ቪዲዮዎችን እያለፈ። መጨረሻ ላይ እንግዲህ በተፈለገው ልስላሴ ደረጃ ሲደርስ መጨረሻ ላይ የነን ቆደውን ማለት ነው። ንፁህና ጽድት አድርጎ ለስላሳ ሶፍት አድርጎ ማለት ነው። ይተፋዋል ማለት ነው። ስለዚህ ያንን እንግዲህ የሚመልሰውን የለሰለሰ ቆዳ ምንድነው? ሰዎች እያነሱ እንደሚያስፈልግነቱ መጠን እና ሳይዝ ያስተካክለው በመቁረጥ የስፌት ስራ ይሰራሉ ማለት ነው። ስለዚህ አንድም የስፔን ስራ የሚሰሩ ሁለቱም ደግሞ ጥሬ እቃውን ወደ ማሽኑ የሚ። የሚያስገቡ ሌላም ደግሞ እንደዚሁ ጥሬ እቃውን ደግሞ ከገቢ ላይ የሚገዙ ሌላ ግዢ ክፍል ይኖራሉ ማለት ነው። ስለዚህ ግዢ ስንል ለዚያ ፋፍሪካ የሚያስፈልገውን እያንዳንዱን ግብአት ሮም ጥሬ እቃውን ማለት ነው የሚገዙ ሰዎች ያስፈልጋሉ ማለት ነው ስለዚህ እነዚህ ሰዎች ምንድነው? ይሄ ጥሬ እቃ ካለበት ቦታ ይሄዱና ማለት ነው። ያንን ጥሬቃ እንደአስፈላጊነቱ በተመጣጣኝ ዋጋ ከግለሰቦች ላይ ወይም ደግሞ ከድርጅቶችም ላይ ሊሆን ይችላል። እየገዙ ወደ ፋፍሪካው የሚልኩበት ሁኔታ አለ። በዚህ ጊዜ ግን ምንድነው? ዝም ብሎ ስንት ነው የሚባል ተብሎ ያንን ዝም ብሎ ያን ብር ከፍሎ ይዞ መምጣት ሳይሆን እጅግ በጣም ብዙ ክርክሮች ይደረጋሉ ማለት ነው። እና ግዢ ስንል እንደው ጠቅለል ባለ መልኩ ስንተነትነው ምን ማለት ነው? በአጠቃላይ አንድ ግለሰብ ወይም ድርጅት ሊሆን ይችላል ወይም ደግሞ መንግስታዊ አካል ማለት ነው። አስፈላጊ የሆኑ እቃዎችን አገልግሎቶችን ወይም ደግሞ ስራዎችን በገንዘብ ወይም በሌላ የለውውጥ መንገድ የማግኘት ሂደት ነው። ይህም ደግሞ ፍላጎትን ከመለየት ጀምሮ አቅራቢን መምረጥ ዋጋ መደራደር እንደዚሁም ክፍያ ፈጽሞ እቃውን ወይም ደግሞ አገልግሎቱን እስከመረከብ ያለውን አሰራር ያካትታል ማለት ነው። ወይም ደግሞ እንግዲህ ግዢ ስንል እስከዚህ ድረስ ነው። ጥልቀት ገውቶ ዋጋዎችን ሁሉ ተከራክሮ የማለት እቃዎችን የሚገዛበትን ዋጋ በጣም በጥልቀት በመከላከል አስቀንሶ ነው የሚገዛው ማለት ነው። ከዚያ ከገዛ በኋላ ይወስድና ወደ ፋፍሪካው ያስገባል ፋፍሪካው ደግሞ እንግዲህ እነዚህን ጥሬ እቃ በተለያየ ሂደቶቹ እያለሰለሰ እያለሰለሰ መጨረሻ ላይ በአውትፑት መልኩ ማለትም መጨረሻ ላይ ይሄ ማሽኑ ይተፋቸዋል። ከዚያ ሲተፋቸው ሰዎች እያነሱ ደግሞ እንደ አስፈላጊነታቸው እንደየአይነታቸው እና እንደየመጠናቸው እያስተካከሉ ቅርጽ እየሰጡ ማለት ነው። ወደተለያዩ ምርቶች መልሰው ይሰፋቸዋል ማለት ነው። ከዚያ በኋላ ከተሰፉና ከታሸጉ በኋላ ለገበያ ሽያጭ ማለት ነው መልሰው ወደ ገበያ ምርት ሆነው ይወጣሉ ማለት ነው። ከዚያ በኋላ ደግሞ እነዚህን እቃዎች የሚፈልጉ ሁሉ እገቢያ ላይ ይወጣና እነዚህን እቃዎች እየገዛ በቀጥታ የነዚህ የነዚህ የዜቆዳ ምርት ውጤት የሆኑትን ተጠቃሚ መሆን ይጀምራል ማለት ነው

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንደተለመደው በመጀመሪያ ደረጃ ቃለ መጠየቁን በድምፃ ሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ ማለት ነው። አሁን ወደ ቃለ መጠይቁ ምን ይላል ፀሀይ ይላል? እንግዲህ ሁላችንም ፀሀይ የሚለውን ቃል ስንሰማ ወይም ደግሞ ፀሀይ የሚለውን ድምጽ የድምጽ ቃል ስንሰማ ማለት ነው ወደ አእምሮአችን የሚመጣው ነገር። ከተለያዩ ሰማይ ላይ ካሉ የተለያዩ አካላት አንዷና እጅግ በጣም ሲበዛ ብርቅዬ የሆነችው ማለትም። ሙቀቷን ብርሃኗን ለአለም እንደዚሁም ደግሞ ለማንም ሳታናሽር ማለት ነው ለሁሉም እኩል የምታጋራ ሙቀቷን ማለት ነው ጸጋዋን የሙቀት ጸጋዋን ለአለም ሁሉ እኩል የምታጋራ ተፈጥሮአዊ የሆነች ስጦታችን ማን ናት ማለት ነው ፀሀይ ትሆናለች ማለት ነው። እንግዲህ እንደሚታወቀው በሰማይ ላይ ልዩ ልዩ የሰማይ ላይ አካላት አሉ እንደ ከዋክብት እንደዚሁም የተለያዩ ሌላ አፖርትድ ፕላኔት የሚባሉት አሉ ዞሮ ዞሮ። ከነዚያ ሁሉ ድምቅ ያለችዋ የደመቀችዋ እና እንደዚሁም በሙቀቷ ለየት ያለችው። ተፈጥሮአዊ ስጦታችን ለሁላችንም ቢሆን እኩል ሙቀቷን የምታጋራን ተፈጥሮአዊ ሀብታችን ማን ናት ማለት ነው ፀሀይ ትሆናለች ማለት ነው። ስለዚህ ፀሀይ ሁሌም ቢሆን ማለት ነው ጠዋት በምስራቅ ትወጣና ማታ እንግዲህ ከ12 ሰዓት የጊዜ ቆይታ በኋላ። በምዕራብ ተመልሳ ትጠልቅና ልክ ይሄ እንደገና መልሳ ደግሞ በነገው ጠዋት ላይ ማለት ነው በምስራቅ በኩል እንግዲህ ብራሀኗን ፍንትው በማድረግ ለአለም ሁሉ ማለት ነው። ለሰው ልጅ የብርሃን ድምቀቷን እና እንደዚሁም ሙቀቷን ለሰው ልጅ የምትቸር ተፈጥሮአዊ የሆነች ሀብታችን ወይም ደግሞ ስጦታችን ናት ማለት ነው። እና ፀሀይን ብዙ ጊዜ እንግዲህ እኛ ሰዎች ብቻ ሳንሆን ሁሉም ህይወት ያለው ነገር ሁሉ ፀሀይን እጅግ በጣም የሚፈልጋትና ትልቅ አስተዋጽኦ በቃ በህይወት ለመኖር ትልቅ አስተዋጽኦ የምታደርግ ናት። ለምሳሌ እጽዋትን ብናይ እንግዲህ ያለ ፀሀይ ብርሃን ያለ ፀሀይ ሙቀት ምንም ምን ማድረግ አይችሉም ማለትም ህይወት የላቸውም ማለት ይቻላል። ምክንያቱም እነዚህ እጽዋት ምግባቸውን የሚያዘጋጁት ከብርሃን ከፀሀይ ብርሃን በሚያገኙት ከፀሀይ በሚያገኙት ብርሃን አመካኝነት ነው ይሄ ክሎሮፊል የሚባለውን ምግብ አዘጋጅተው። እንግዲህ ለእድገታቸውና ለጥንካሬያቸው የሚበጃቸውን ምግብ እያዘጋጁ እጽዋቶች እንኳን ቢሆን ራሱ የሚያድጉት በፀሀይ ብርሃን አማካኝነት ነው ማለት ነው። የፀሀይ ብርሃን ያላገኘ እፅዋት ይቀጭጫል ይሞታል ይወድቃል ሲጀመርም እድገትም የለውም ማለት ነው። እና ፀሀይ እንግዲህ ለሰው ልጅ ብቻ ሳይሆን ምን ያክል ለእጽዋት እንኳን ራሱ አስፈላጊ እንደሆነች በዚህ ምሳሌ በቀላሉ መረዳት ይቻላል ማለት ነው። ከዚህ በተጨማሪም እንግዲህ ፀሀይ ስንል ማለት ነው ምንድነው? በተለይ ህፃናት የሰው ልጆች ማለት ነው ህፃናት እንደተወለዱ እንደው ጠዋት ጠዋት በጣም ሀሩራማ ሳይሆን ገና ጠዋት ላይ እንግዲህ ሙቀቷ ተመጣጣኝ የሆነ ሙቀት ነው እንግዲህ ጠዋት ላይ የምትሰጠን። ስለዚህ የተወለዱ ህፃናት ገና አመት አመት ሶስት ወር እንኳን ያልሆናቸው ህፃናት የፀሀይን ብርሃን ማግኘት አለባቸው ቢያንስ ለ15 ደቂቃ። ገላቸው ንጹህ ሆኖ ከታጠበ በኋላ ጠዋት ጠዋት ላይ ማለት ነው ቢያንስ ለ15 ደቂቃ እየወጡ ገላቸው የፀሀይ ብርሃን እንዲያገኙ ይደረጋል ያ ማለት ምንድነው በቆዳቸው አማካኝነት ይሄ? ቫይታሚን ዲ የተባለውን ቫይታሚን በቆዳቸው አማካኝነት ከፀሀይ ብርሃን የሰው ልጅ ራሱ ማዘጋጀት ስለሚችል ማለት ነው። ስለዚህ የፀሀይ ብርሃን ያላገኘ ህፃን አጥንቱ ልፍስፍስ በተለያየ በሽታ የተጠቃ እድገቱ የኮሰሰ ወይም ደግሞ እጅግ በጣም የተቸገረ ማለትም ሙሉ ጤነኛ ያልሆነ ይሆናል ማለት ነው። ስለዚህ እኛ ሰዎች ብዙ ጊዜ እንግዲህ ጤንነታችን የተሟላ የተስተካከለ እንዲሆንና እንደዚሁም ደግሞ እንደአስፈላጊነቱ ማለት ነው ጠንካሮች እንድንሆን ምንድነው ሁሌም ቢሆን የፀሀይ ብርሃን ያስፈልገናል ማለት ነው። ስለዚህ የፀሀይ ብርሃን አስፈላጊነቱ ከሰው ልጅ ከሰው ልጅ ብቻ ሳይሆን ለእጽዋትም በዚህ ደረጃ እና በዚህ ልክ አስፈላጊ እንደሆነች በዚህ አሁን በሰጠኋቸው ምሳሌዎች ይኸው ጥልቅ የሆነ ትንታኔ ስለሰጠሁበት እነዚህ በቂ ናቸው ብዬ በግሌ አምናለሁኝ። ስለዚህ ፀሀይ እንግዲህ ለሰው ልጅ እና ለእጽዋት ብቻ ሳይሆን ለተለያዩ የዱር እንስሳት የምንበላቸው ወይም ደግሞ የቤት እንስሳት የፀሀይ ብርሃን እጅግ በጣም አስፈላጊ እንደሆነ የተለያዩ ምሳሌዎችን እያነሳን ማየት እንችላለን ማለት ነው። ስለዚህ አሁን ለምሳሌ ጫካ ውስጥ የሚኖሩ አውሬዎች ራሱ እንስሳት የዱር እንስሳቱ የግዴታ የፀሀይን ብርሃን ለማግኘት ሲሉ እንግዲህ ከፍ ወዳለ ዛፍ ላይ ተሰቅለው ወይም ደግሞ የፀሀይ ብርሃንን በቀጥታ በሚያገኙበት ቦታ ላይ በመምጣት ወይም ደግሞ በመፈለግ። ቁጭ ብለው የተለያዩ ሰውነት ክፍሎቻቸውን ለፀሀይ ብርሃን እያጋለጡ ሙቀትን ሲጋሩ እናያቸዋለን ይሄ ማለት ምን ማለት ነው? ለሁሉ